እሺ ቅጽል ስም አለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ቅጽል ስም አለኝ። እንግዲህ ቅጽል ስም ለምን ይጠቅማል ቅጽል ስም ማለት ምን ማለት ነው? ቅጽል ስም የሚጠቀሙ ሰዎች ምን ይጠቀማሉ የማይጠቀሙ ሰዎችስ ምን ይጎዳሉ? የሚሉትን እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ ቅጽል ስም አለህ ሆይ ለሚለው ጥያቄ ቅጽል ስም አለኝ። ቅጽል ስም እንግዲህ ብዙ ትርጉሞች አሉት ብዙ የባህላዊ ሂደቶችን የሚያስተጋባ ወይም ደግሞ ለሰዎች ስለ አንተ ፀባይ ወይም ደግሞ ስለ አንተ ሁኔታ የሚገልጽ ወይም ደግሞ ስለቤተሰቦቼ ሁኔታ ወይም ደግሞ ስለነገሮች ሁኔታ የሚገልጽ የቅጽል ስም አይነት ነው። እንግዲህ ቅጽል ስም ማለት አንድ ሰው ካስሙ ከመጠሪያ ስሙ ወይም ደግሞ ከትምህርት ቤት ስሙ ከዋነኛው ስሙ ከመደበኛ ስሙ በተጨማሪ የሚጠቀምበት በቤተሰብ አካባቢ ወይም ደግሞ በሰፈር አካባቢ የሚጠራበት ልዩ ስም ማለት ነው። ስለዚህ ይሄን ቅጽል ስም እንግዲህ ብዙ ሰዎች ይጠቀሙታል። ለምሳሌ እንግዲህ እኛ ጋር አካባቢ ቤቢ ባቢ ቡቺ እየተባሉ እንግዲህ ህፃናት ይጠራሉ ማለት ነው። እንግዲህ ይህ ሲያድግ የቤት ስማቸው ይሆናል ማለት ነው። እንግዲህ ቤተሰብ ላይ ትክክለኛ ስማቸው ናቲ ሊሆን ይችላል አብራም ሊሆን ይችላል ከዛ በተጨማሪ ደግሞ ቤት ውስጥ ቡቺ ባቢ አባዬ ምናምን እየተባሉ ይጠራሉ ማለት ነው። እንግዲህ ይሄ መጣሪያቸው ለቤት ስም ወይም ደግሞ ቅጽል ስም በመባል ይታወቃል። እንግዲህ ከዛ በተጨማሪ እንግዲህ ቅጽል ስም ማለት ደግሞ አንድ ሰው በአካሉ ሁኔታ ወይም ደግሞ በአስተሳሰቡ ሁኔታ ወይም ደግሞ በጀግንነቱ ወይም ደግሞ በ በችሎታው በዛ አማካኝነት ሊወጣለት ይችላል ማለት ነው። ጀግናው ጎበዙ ምናምን እየተባለ ቅጽል ስም ሊወጣለት ይችላል ማለት ነው። እንግዲህ ይሄንን ቅጽል ስም ከመጥፎም ከጥሩም ጎን ልናየው እንችላለን። እንግዲህ ከጥሩ ጎን ስናየው የጀግኖች መገለጫ ሊሆን ይችላል የጥሩ እውቀት መገለጫ ሊሆን ይችላል ከዛ በተጨማሪ እንግዲህ ብዙ ጥቅሞች ሊኖሩት ይችላል ማለት ነው። እና ይሄንን በአግባቡ መጠቀም ያስፈልጋል ማለት ነው።

እሺ እንግዲህ የምትወደው ቀለም ምንድነው? የሚል ጥያቄ ነው የደረሰኝ እንግዲህ የምወደው ቀለም ምንድነው ቀለም ማለት መጀመሪያ ምን ማለት ነው ቀለም። ከየት ይገኛል ቀለም ለምን ይጠቅማል ቀለም። ምን ጥቅሞች አሉት ስንት አይነትስ ቀለም አለ የሚለውን እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ ቀለም ማለት የተለያዩ ከለሮች ማለት ነው። እንግዲህ ቀይ ሊሆን ይችላል ጥቁር ሊሆን ይችላል የተለያዩ ከለሮች ወይም ከአፈር ተሰርተው ወይም ደግሞ ከጥቁር አፈር ወይም ደግሞ ከቀይ አፈር። ወይም ደግሞ ከዛፎች ከቅጠሎች ከአበቦች ላይ ተቀምመው የሚሰሩ የቅጠል ወይም ደግሞ የከለር አይነቶች ሲሆኑ። እነዚህ ቀለሞች እንግዲህ ብዙ አይነት ቀለሞች አሉ ከእነዚህም ውስጥ እንግዲህ ጥቁር ቀለም አለ ጥቁር ቀለም በብዛት የምንጠቀመው እንግዲህ። ብዙ ከለሮችን ለመስራት ወይም ደግሞ ለመጻፍ ወይም ደግሞ ለብ ለብእርነት እንጠቀመዋለን። ከዛ በተጨማሪ ቀይ ቀለም አለ ቀይ ቀለም እንግዲህ ደፍተሮቻችን ለማስዋብ ለማስ ለማድመቅ ምናምን እንጠቀም እንጠቀምበታለን። ከዛ በተጨማሪም ብዙ አይነት ከለሮች አሉ ጥቁር አለ ቢጭ አለ አረንጓዴ ከለር አለ አረንጓዴ ልምላሜ ነው አረንጓዴ በሀገራችን ኢትዮጵያ ውስጥ እንግዲህ በብዛት የሚታወቀው በልምላሜ ነው። ልምላሜ ሲባል እንግዲህ ብዙ እፀዋትን የሚያሳይ ስለሆነ አረንጓዴ የልምላሜ ምልክት ነው ማለት ነው። ከዛ በተጨማሪ እንግዲህ ምንድነው የምናየው ቀይ ሳይሆን ነጭ አለ ነጭ እንግዲህ በጣም ብሩህ የሆነ ከለር ነው። ስለዚህ የምትወደው ቀለም ምንድነው? ለሚለው ጥያቄ እኔ የምወደው ቀለም እንግዲህ በመጀመሪያ ነጭ ነው። ነጭ በጣም ደስ ይለኛል ነጭ የብርሃ የብርሃን ምሳሌ ነው ነጭ በጣም ደስ የሚል ከለር ነው ማለት ነው። ከዛ በተጨማሪ እንግዲህ ጥቁር ቀለም እወዳለሁ። ጥቁር ቀለም ለምን ትወዳለህ? ቢባል እንግዲህ ጥቁር ቀለም ልብሶችን እገዛለሁ እነዛ ልብሶች እንግዲህ ሲቆሽሹ አይታወቁም። ለውበትም በጣም ደስ ይላሉ ከዛ በተጨማሪ እንግዲህ ብዙ ጥቅሞች አሏቸው ማለት ነው ስለዚህ እነዛን እወዳቸዋለው ማለት ነው። ከዛ በተጨማሪ እንግዲህ ቀለም ምንድነው? ጥቅሙ ቀለም ለምን ይጠቅማል? ብለን ስናይ ደግሞ ቀለም እንግዲህ ብዙ ጥቅሞች አሉት ከነዛ ውስጥ እንግዲህ ምን ጥቅም አለው ብንል የተለያዩ ጽሁፎችን የተለያዩ ልብሶችን ለማምረት ወይም ደግሞ እነዛን ልብሶች ቀለም ለመቀባት የተለያዩ ጽሁፎችን ለመጻፍ የተለያዩ ግድግዳ ላይ ስዕሎችን ለመሳል ይጠቅመናል ማለት ነው። እንግዲህ ይህንን ስንጠቀም ብዙ አይነት ቀለምን ልንጠቀም እንችላለን ብዙ አይነት ቀለም እንግዲህ አለ ማለት ነው። ስለዚህ እነዛን ቀለሞች እያደበላለቅን ስናወጣቸው የተለየ ቀለም ይሰጠናል ማለት ነው። እንግዲህ ይህንን ቀለም ስንጠቀም ይህንን ስናደርግ ብዙ ጥቅሞችን እናገኛለን። ከነዛም ውስጥ እንግዲህ ምንድነው የሚባል እነዛን ቀለሞች እነዛን ጽሁፎች ስንጽፍ እነዛን እውነታዎች ስናደርግ ብዙ ጥቅሞችን እናገኛለን ማለት ስለዚህ ይሄን ቀለም የምትወደው ቀለም ምንድነው? ለሚለው ጥያቄ እኔ የምወደው ቀለም አረንጓዴ ነው። አረንጓዴ ብዙ ጥቅሞች አሉት ከነዛም ውስጥ እንግዲህ የልምላሜ ምልክት ነው። ልምላሜ ስንል ዛፎቹ አበቦቹ የሚታዩን እንግዲህ እነዚህ የጥሩ የሰላም ምልክት ናቸው። እና እነዛን እንግዲህ እናይበታለን ማለት ነው። ከዛ ተጨማሪ እንግዲህ ይሄን ስንል ብዙ አይነት ጥቅሞች አሉት ማለት ነው። ከዛ በተጨማሪ የምትወደው ቀለም ምንድነው? ለሚለው ጥያቄ ብዙ አይነት ቀለሞች አሉ እነዛም እንግዲህ ምንድን ናቸው ቢባል።

እሺ እንግዲህ ገንዘብ ትቆጥባለ ወይ? የሚል ጥያቄ ነው ደረሰኝ። አዎ ገንዘብ እቆጥባለው። ገንዘብ የምቆጥበው እ ለምንድነው? ቢሚባል እንግዲህ ገንዘብ መቆጠብ ምን ይጠቅማል? ገንዘብ መጠ መቆጠብስ ምን እ ጥቅሞች አሉት? የሚሉትን እንግዲ በዚው አጋጣሚ ለማየት እንሞክራለን። እንግዲህ እ ገንዘብ መቆጠብ ምንድነው ጥቅሙ የሚለው እንግዲህ እ ገንዘብ መቆጠብ ለመጀመሪያ ገንዘብ ማለት ምን ማለት ነው? የሚለውን ጥያቄ ማለት እንችላለን እንግዲህ። ገንዘብ ማለት ለመገበባያነት የሚጠቀመው ወይም ደሞ እ ለሰው ልጅ መሰረታዊ ነገር የሆነ፣ በዚህ አለም ላይ ስንኖር፣ በዚህ አለም ላይ እ ስን ስንቀመጥ እ ለብዙ አይነት ነገር የምንጠቀመው፣ ለብዙ አይነት ነገር የምናውለው እ የ መገበያያ አይነት ነው። ስለዚ ኢሂ ገንዘብ ብዙ ጥቅሞች አሉት። በእኛ አገር ብር ነው ሚባለው። ብር እንግዲህ ብዙ ጥቅሞች አሉት። ከነዛም ውስጥ እንግዲ የተለያዩ እቃዎችን ለመግዛት፣ የተለያዩ ነገሮችን ለመሸጥ፣ እ ለመደመር ወይም ደሞ፣ የተለያዩ ሁኔታዎችን ለማድረግ የምንጠቀምበት እ የ መገበያያ አይነት ነው። ይህ ገንዘብ እንግዲህ በእኛ ሀገር ብር ይባላል። እንግዲህ ብር ለብዙ ነገር ይጠቀመናል። እቃዎችን ለመግዛት፣ ጫማዎችን ለመግዛት፣ ልብሶችን ለመግዛት፣ መኪናም ሆነ ቤትን ለመግዛት እንግዲህ ገንዘብ ያስፈልገናል። ገንዘብ እንግዲህ እ በጣም መሰረታዊ ነገር ነው። እ እንግዲህ የሰው ልጅ ያለገንዘብ ሊኖር አይችልም። ምክንያቱም በገንዘብ ምግብ ይገዛል፣ በገንዘብ ልብስ ይገዛል፣ በገንዘብ እ መጠለያን ይሰራል። ስለዚህ የሰው ልጆች ደሞ ምግብ ከሌለ፣ እ መጠለያ ከሌለ፣ ልብስ ከሌለ መኖር አይችሉም። ስለዚህ እነዛን ነገሮች ለማግኘት፣ እነዛን ነገሮች እ ለመ ለማጠራቀም ገንዘብ ያስፈልገዋል ማለት ነው። ስለዚህ ገንዘብ እ ትቆጥባለ ወይ ለሚለው ጥያቄ፤ አዎ ገንዘብ እቆጥባለሁ። ገንዘብ መቆጠብ ምንድነው ጥቅሙ እ ቢባል እንግዲህ፣ ገንዘብ መቆጠብ የተለያዩ ነገሮችን፣ የተለያዩ እ ሁነታዎችን እንግዲህ፣ ሰውን ለመርዳት ራሱ፣ ገንዘብ ያስፈልጋል። እና ሰውን መርዳት ብንፈልግ ራሱ ገንዘብ ያስፈልገናል። ስለዚህ እነዛን ገንዘቦች እነዛን እ ለማግኘት እንግዲ ወይም ደሞ ሰውን ለመርዳት ወይም ደሞ እ ተለያዩ የፍላጎቶቻችንን ለሟሟላት ገንዘብ ያስፈልገናል። ስለዚ እነዛን ገንዘቦች እ እ እነዛን ገንዘቦች ማጠራቀም አለብን ማለት ነው። ስለዚ ገንዘብ ትቆጥባለህ ወይ? ለሚለው ጥያቄ፤ አዎ ገንዘብ ቆጥባለው። ገንዘብ መቆጠቤ እንግዲህ እ ለወገኖቼ፣ ለዘመዶቼ ልደርስላቸው የሚችለው እንግዲህ በገንዘብ ነው። ገንዘብ ከለለኝ ሰውን መርዳት ራሱ በጣም ይከብዳል ማለት ነው። ስለዚህ ገንዘብ ካለ፤ በሰማይ መንገድ አለ። እንደሚለው እንግዲ ያገራችን እ ስነ-ጽሁፍና ስነ-ግጥም ስለዚ ገንዘብ ካለ፣ ሁሉንም ትረዳለህ። ገንዘብ ካለ፣ ሁሉንም ታግዛለህ ማለት ነው። ስለዚህ እነዛን ነገሮች ለማድረግ፣ እነዛን ነገሮችን ለማስተካከል እ እንጠቀምበታለን ማለት ነው። ስለዚ ገንዘብ እ ብዙ ጥቅሞች አሉት። ገንዘብ እ ብዙ እ ሁኔታዎችን ያሟላል። ከዛ በተጨማሪ እንግዲህ ገንዘብን ከየት እናገኛለን ብንል ደሞ ገንዘብን የተለያዩ ስራዎችን በመስራት፣ የተለያዩ ተግባራትን በማከናወን፣ የተለያዩ እቃዎችን በመሸጥ፣ የተለያዩ እንስሳዎችን በማርባት፣ እነሱን በመሸጥ እንግዲህ ገንዘብን ልናገኝ እንችላለን ማለት ነው። ገንዘብ እንግዲ የተለያዩ የጉልበት ስራዎችን በመስራት፣ የተለያዩ የአይምሮ የጥበብ ስራዎችን፣ ወይም ደግሞ የተለያዩ ስዕሎችን፣ የተለያዩ ግጥሞችን፣ የተለያዩ በቃ ለ ለህይወት አስፈላጊ የሆኑት ነገሮችን ሁሉ በማድረግ፣ ገንዘብን ማግኘት እንችላለን ማለት ነው። ስለዚህ ያንን ገንዘብ ወስደን፣ ያንን ገንዘብ አጠራቅመን፣ ያንን ገንዘብ እ ሰብስበን፣ እንግዲህ ለብዙ ነገር እናውለዋለን ማለት ነው። ስለዚ ይህንን ስናደርግ ብዙ ጥቅሞችን እናገኝበታለን። ይህንን ስናደርግ ብዙ እውነታዎችን እናገኝበታለን ማለት ነው። ከዛ በተጨማሪ እንግዲህ እ ብዙ እ አረፍ ብዙ ገንዘብ እ ስንቆጥብ ባለሀብት ያስብለናል ማለት ነው። እንግዲ እ በዛን ጊዜ ባለሀብት ስንሆን ወይም ደሞ ባለሀብት ሲያደርገን እ በሰዎች ዘንድ ክብር እናገኛለን ማለት ነው። ከዛ በተጨማሪ እንዲ በሰዎች ዘንድ እ መወደድ እናገኛለን። ባለሀብት ከሆንን ሁሉም ይወደናል። ባለሀብት ከሆነን ሁሉም ያከብረናል። ስለዚ እ ያንን ገንዘብ እ ለማጠራቀም ያንን ሁኔታ ለማግኘት እ እንጠቀምበታለን ማለት ነው። ስለዚህ ገንዘብ እ ለህይወታችን አስፈላጊ ነገር ነው። ገንዘብ እ ለመላው ሰው አስፈላጊ ነገር ነው ማለት ነው። እንግዲህ በአለማችን ላይ እንግዲህ መሰረታዊ ነገር ሊባል የሚችለው ገንዘብ ነው ማለት ነው። ስለዚህም ያንን ገንዘብ፣ ያንን ሁኔታ እ መጠቀም እንችላለን ማለት ነው። እንግዲህ ገንዘብ ታጠራቅም፣ ትቆጥባለህ ወይ ለሚለው ጥያቄ አዎ ገንዘብ እ እቆጥባለሁ። እንግዲገንዘብን የት እቆጥባለው ብባል እንግዲህ ባንክ ቤቶች ላይ ወይም ደግሞ እ የተለያዩ ሳጥኖች ውስጥ ወይም ደግሞ የተለያዩ እኔ ማስቀምጥባቸው ውስጥ እነዛ ውስጥ እንግዴ ገንዘብን በተለያየ ሁኔታ፣ በተለያየ አጋጣሚ ገንዘብን፣ እ አጠራቅማለሁ ወይም እቆጥባለሁ ማለት ነው። ስለዚ ኢሄን ገንዘብ ሳጠራቅም፣ ኢሄን ገ ጎ ገንዘብ ስቆጥብ። ብዙ ጥቅሞችን አገኛለሁ ማለት ነው። ከነዛም ውስጥ እንግዲህ ምንድነው እ

እሺ ሌሎችንም ማስተማር ትችላለህ? ወይ የሚል ጥያቄ ነው የደረሰኝ እንግዲህ ሌሎችን ማስተማር ትችላለህ ወይ ለሚለው ጥያቄ ሌሎችን ማስተማር ማለት ምን ማለት ነው? ሌሎችን ማስተማር ለምን ይጠቀማል? ሌሎችን ማስተማር የተለያዩ ጥቅሞች አሉት እንግዲህ እነዛ ጥቅሞች ምንድን ናቸው። የሚሉትን ግን በዚህ ለማየት እንሞክራለን እንግዲህ ሌሎችን ማስተማር ማለት ነው ማለት ነው? ሲባል እንግዲህ አንተ ያለህን እውቀት አንተ ያለህን ችሎታ አንተ ያለህ ችሎታ እንግዲህ ብዙ ሊሆን ይችላል። የስዕል ችሎታ ሊሆን ይችላል ወይም ደግሞ የስፖርት ችሎታ ሊሆን ይችላል ወይም ደግሞ የትምህርቶች ወይም ደግሞ የሂሳብ ችሎታ ሊሆን ይችላል እንግዲህ እነዛን ችሎታዎች ለሌሎቹ ማሳወቅ ሌሎቹ ለማይችሉት ወይም ደግሞ በሌላ ዘርፍ እውቀት ሊኖራቸው ይችላል። እነዛም እንግዲህ ያንን ሀሳብ በመማማር ወይም ደግሞ ያንን ሀሳብ መተግበር ያንን ሀሳብ ማስኬድ ማለት ነው ይሄንን ሀሳብ እንግዲህ እንዴት ነው የምንማረው ይሄንን እንዴት ነው የምናስተምረው? ስንል ይህንን ሀሳብ በተለያዩ መንገዶች በተለያዩ ሁኔታዎች ልናስተምር እንችላለን ይሄንን ሀሳብ ስናስተምር እንግዲህ ብዙ ሁኔታዎችን ቅድመ ተከተሎዎችን መ መጠቀም አለብን ማለት ነዉደ እነዛ ምንድን ናቸው? አንደኛ ያልተማሩትን ነገር መሆን አለበት ማስተማር ያለበት የተማሩትን ነገር ድጋሚ ማስተማር የለብንም ስለዚህ ያንን ነገር እንዴት እናስተምራለን እንዴት እናደርገዋለን ስንል ሌሎችን እንግዲህ በሚገባ ስዕልም ከሆነ እንዴት መሳል እንዳለብን እጃቸውን ይዘን በተግባር ልናስተምራቸው እንችላለን ነገሮችን በበጽሁፍ ብቻ ሳይሆን በተግባርም ማስተማር ይገባል ማለት ነው ስለዚህ ሌሎችም ማስተማር ትችላለህ ወይ ለሚለው ጥያቄ አዎ እችላለሁ በደንብ እችላለሁ። ምክንያቱም እኔ የስፖርት ችሎታ አለኝ የስፖርት ችሎታ እንግዲህ በተግባር እያሰራው ሰዎችን እንዴት እንደሚሰራ እያሳየሁ እኔ ራሴ በመስራት ከኋላ ሳይሆን ከፊት በመቅደም እንዴት እንደሚሰራ እያሳየኋቸው በደንብ አስተምራቸዋለሁ ማለት ነው። ስለዚህ ሌሎችን ማስተማር ትችላለህ? የሚለው ጥያቄ አዎ በደንብ እችላለሁ ምክንያቱም ሌሎችን ማስተማር ልምዴ ስለሆነ ማለት ከብዙ ጊዜ ጀምሮ ስሰራበት የነበረ ስለሆነ ይሄን ነገር እችለዋለሁ ማለት ነው። እንግዲህ ሌሎችን ማስተማር ለምን ይጠቅማል ብንል እንግዲህ ሌሎችን ማስተማር ብዙ ጥቅሞች አሉት ከነዛም ዉስጥ እንግዲህ ሌሎችን ማስተማር እንግዲህ ለነሱ እውቀትን መስጠት ነው። ለነሱ ሀሳብን ማካፈል ነው ስለዚህ ያንን እውቀት ያንን ጥበብ ያንን ሀሳብ ስናካፍላቸው ወደፊት እንግዲህ እነሱ ሀገር ተረካቢ ነው የሚሆኑት። ሀገር ተረካቢ ሲሆኑ ደግሞ በዛ እውቀት ላይ ጥበብን ይጨምራሉ መሰለህ ከእኔ በተጨማ ከእኔ ይልቅ እነሱ እውቀትን የሚፈልጉ ከሆነ ወይም ደግሞ ጎበዝ ከሆኑ የበለተ እውቀትን በዛ ዘርፍ ማዳበር ይችላሉ ማለት ነው። ስለዚህ ያንን እውቀት ለማዳበር ያንን እውቀት ለማሳደግ የበለጠ ሰዎችን ማስተማር የበለጠ ሰዎችን ማበረታታት የበለጠ ሰዎችን የማስገባት ወደ ዘርፉ በጣም አሪፍ ነገር ነው ማለት ነው ስለዚህ የተለያዩ እውቀቶችን የተለያዩ ጥበቦችን የተለያዩ ስፖርቶችን ለሌሎች ማስተማር ብዙ ጥቅሞችን ያስገኛል ምናምን ስለዚህ እነዛን ጥቅሞች ለማግኘት እነዛን ጥቅሞች ለማሳደግ እነዛን ጥቅሞች ለማበርታት እንግዲህ ሰዎችን ማስተማር ሰዎችን በተግባር ማስተማር በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ሌሎችን ማስተማር ትችላለህ ወይ የሚለው ጥያቄው አዎ በደንብ እችላለሁ ምክንያቱም ሌሎችን ማስተማር ብዙ ጥቅሞች አሉት ሌሎችን ማስተማር ብዙ ሂደቶች አሉ ስለዚህ እነዛን ነገሮች እንዴት ማስተማር እንዳለብኝ እንዴት ማስተማር እንዳለብኝ መጀመሪያ እኔ መዘጋጀት አለብኝ ከዛ ቦኋላ እኔ የተዘጋጀሁትን ነገር ያጠናሁትን ነገር ድጋሚ ለሰዎች አስተምራለሁ ማለት ነው። ስለዚህ ያንን ሳስተምራቸው በተግባር ሊሆን ይገባል ምክንያቱም በጽሁፍ ብቻ ካስተማርኳቸው ወይም ደግሞ በሀሳብ ብቻ ካነገርኳቸው በቃል ብቻ ከነገርኳቸው ሊረሱት ይችላሉ። ሊዘነጉት ይችላሉ ስለዚህ በተግባር ካስተማሯኳቸው ግን በተግባር እያደረኩኝ እየተገበርኩ ያንን ነገር የማሳየው የማሳያቸው ከሆነ አይጠፋባቸውም ማለት ነው። ስለዚህ ለወደፊትም የሚጠቅማቸው ለአሁንም የሚጠቅማቸውን ነገር ስለማስተምራቸው አሁንም ወደፊትም ያስታውሱታል ማለት ነው። ወደፊት ትልቅ ሲሆኑ በዛ ዘርፍ ላይ እንደ እኔ ባለሙያ ሆኖ ሌሎችን የማስተማር እድል እንዲኖራቸው አድርጌ ስለማስተምራቸው ብዙ ጥቅሞችን ያገኙበታሉ። ስለዚህ ሌሎችን ማስተማር ትችላለህ የሚለው ጥያቄ አዎ ማስተማር አችላለህ። እንግዲህ እነዛን ሳስጨምር እንግዲህ ለኔ ብዙ ጥቅሞችን አገኛለሁ እንግዲህ አንደኛ የገቢ ምንጭን አገኛለሁ የገቢ ምንጭን እንዴት አገኛለው? የሚባል እንግዲህ የተለያዩ ሰዎችን በማስተማር የተለያዩ ተማሪዎችን በማስተማር ከነሱ ለእለት ቁርስ የሚሆን ገንዘብን ማሰብሰብ እችላለሁ ማለት ነው። ስለዚህ ያንን ገንዘብ ስሰበስብ ያንን ትምህርት ቤት ስገነባ እንግዲህ የተለያዩ ገንዘቦችን ወደ እኔ አመጣለሁ ስለዚህ ውጤታማ መሆን አችላለው ወይም ደግሞ ትርፋማ መሆን አችላለው ማለት ነው ስለዚህ ያንን በማድረጌ እኔም ገንዘብም ማግኘት አችላለው ከዛ በተጨማሪ እንግዲህ የአእምሮ ደስታን የአእምሮ እርካታን

እሺ ማታ በምን ሰዓት ትመገባለህ የሚል ጥያቄ ነው የደረሰኝ እንግዲህ መመገብ ማለት ምን ማለት ነው? ምንድነው የሰው ልጅ የሚመገበው? ማታ መመገብ ለምን አስፈለገ። የሚሄዱትን እንግዲህ በዚሁ ሀሳብ ለማያያዝ እንሞክራለን እንግዲህ በማታ በምን ሰዓት ትመገባለህ የሚል ጥያቄ ነው የደረሰኝ? ማታ እንግዲህ በአራት ሰዓት እመግባለሁ አራት ሰዓት ላይ እንግዲህ ብዙ ሁኔታዎች ሊኖሩ ይችላሉ። እንግዲህ መጀመሪያ ቀን የበላነው መክሰስም የበላነው ነገር ስላለ ያንን ነገር እስከሚፈጭ እንጠብቅ። እና አራት ሰዓት ላይ የተለያዩ ፊልሞችን የተለያዩ ድራማዎችን የተለያዩ ሙዚቃዎችን እየሰማን ቆይተን ከቤተሰቦቻችን ጋር እየተዝናን እየተጨዋወትን ቆይተን እንግዲህ ሶስት ሰዓት ወይም ደግሞ አራት ሰዓት ላይ በመሃል እዛ ላይ እራት እንበላለን ማለት ነው። እንግዲህ እራት ስንበላ ከቤተሰብ ጋር ተሰባስበን ስለሆነ የተለያዩ ሰዎች ከስራ ተመልሰው አብረውን እንዲመገቡ እስከዛ ሰዓት እንቆያለን ማለት ነው። ምክንያቱም ቤተሰቦቻችን ሁላችንም የምንገናኘው ሶስት ሰዓት በኋላ ስለሆነ። ያንን እንግዲህ ለ አብረን ለመብላት እብረን እንግዲህ የሰው ልጅ በጋራ ሲበላ በጋራ ሲመገብ እንግዲህ ደስ የሚል ሁኔታ አለው። እንግዲህ ባህላዊ ሁኔታ አለው። ማለት ስለዚህ ያንን ሁኔታ ያንን ባህላዊ ሂደት ለማስቀጠል እንግዲህ አራት ሰዓት ላይ ወይም ደግሞ ሶስት ተኩል አካባቢ እንመገባለን ማለት ነው። ስለዚህ ያንን ምግብ እንግዲህ ብዙ ጊዜ እናቶቻችን ነው የሚሰሩት ያንን ምግብ እንግዲህ ከተለያየ ነገር ሊሰሩት ይችላሉ። እንግዲህ ምን ሊሆን ይችላል ያ ምግብ ሲባል እንግዲህ በባዕላት ዘንድ ሊመግብ ልንመገብ የምንችለው የዶሮ ወጥ ሊሆን ይችላል የዶሮ ወጥ። በኢትዮጵያ ዘንድ በጣም ተወዳጅ ምግብ ነው። ያንን ምግብ እንግዲህ ብዙ ጊዜ የምንጠቀመው በበዓላት ዘንድ በበዓላት ጊዜ ወይም ደግሞ በተለያዩ ድግስ በሚደገ በሚደገስበት ጊዜ ነው። ስለዚህ ያንን ምግብ ሊቀርብ ይችላል ማለት ነው። ስለዚህ ያን ጊዜ ያንን ምግብ እየተጎራረስን በፍቅር እንመገበዋለን ማለት ነው። ከዛ በተጨማሪ እንግዲህ አራት ሰዓት ወይም ደግሞ መሆኑ ምንድነው? ጥቅሙ ብንል እንግዲህ አራት ሰዓት ላይ መመገባችን እንግዲህ ሌሊት እንዳይርበን ወይም ደግሞ ሌሊት ከተኛን በኋላ የተለያዩ እርሃቦች መጥተው እንዳያቸግሩን ወይም ደግሞ ከነጋ በነጋታው ወይም ደግሞ በሌላኛው ቀን ጾም ሊሆን ይችላል። ያ ጾም ቀኑ ሙሉ ስለምንጾም ያንን ጊዜ እንዳይርበን የተለያዩ ምግቦችን የተለያዩ መጠጦችን ማታ አራት ሰዓት አካባቢ ልንመገብ ልንጠጣ አንችላለን ማለት ነው። ስለዚህ ያንን ጊዜ ከጾም አንፃር አንደኛ ሁለተኛ ደግሞ ከቤተሰብ መሰባሰብ አንፃር ያንን ምግብ እንግዲህ አራት ሰዓት ላይ ልንመገብ እንችላለን። ስለዚህ ማታ በምን ሰዓት ትመገባለህ ለሚለው ጥያቄ እንግዲህ እኔ መልስ ላደረገው የምችለው አራት ሰዓት ላይ ሊሆን ይችላል። እንግዲህ በቀን ምሳ ልንበላ እንችላለን። ምሳ ከበላን ደግሞ መክሰስ እንበላለን ስለዚህ የተለያዩ ምግቦችን በቀን ስለምናገኝ ነገር ግን በሌሊት ተኝተን ስለምናሳልፈው በቀን ያለውን ጊዜ ወደ እዛ እናራዝም እና ወደ አራት ሰዓት እንወስደዋለን። ስለዚህ አራት ሰዓት ላይ ከደረስን በኋላ የመተኛ ጊዜያችን ስለሚደርስ ምግብ እንመገባለን ማለት ነው። ስለዚህ የሰው ልጅ ያለ ምግብ ሊኖር አይችልም። ምክንያቱም የሰው ልጅ ተመጋቢ ስለሆነ የሰው ልጅ ያለ ምግብ መኖር አይችልም። ስለዚህ ያንን ነገር ለማሳካት ያንን ነገር ለማድረግ ደግሞ የሰው ልጅ ስራ መስራት አለበት። ያንን ስራ እንስራለን ከዛ በኋላ አራት ሰዓት አካባቢ ቤት እንገናኛለን ማለት ነው። ስለዚህ ያን ጊዜ እራት በልተን ወደ መኝታ የምንሄድበት ሰዓት ስለሆነ በዛን ጊዜ እንግዲህ የተለያዩ ስራዎችን የተለያዩ ተግባራትን አከናውነን ጨርሰን እራታችንን በልተን እንግዲህ ወደ መኝታ የምንሄድበት ሰዓት ነው። ስለዚህ እኔ የምግብም የምመገብበት ሰዓት ወይም ደግሞ በቤተሰቦቻችን የሚመገቡበት ሰዓት አራት ሰዓት ሊሆን ይችላል። እንግዲህ እንደ ኢትዮጵያም ስናየው የተለያዩ ማህበረሰቦች የተለያዩ የተለያዩ ነገሮችን ሲያደርጉ ሲያከናውኑ ውለው ማታ ደክሞ ስለሚገናኙ እንግዲህ የዛን ጊዜ በፍቅር በመጎራረስ በመተሳሰብ እንግዲህ ከቤተሰቦቻቸው ዘንድ እራትን አብረው በጋራ ይመገባሉ እንግዲህ ማለት ነው። እንግዲህ በጋራ መመገብ ምንድነው? ጥቅሙ ብለን ስናይ በጋራ ስንመገብ የፍቅር ምሳሌ ነው። በጋራ መመገብ የመተሳሰብ ምሳሌ ነው። በጋራ መመገብ እንግዲህ የተለያዩ ባህላዊ ይዘቶችን የያዘ ነው ማለት ነው። ስለዚህ እነዛ ባህላዊ እና ባህላዊ ይዘቶች እና ፍቅርን ለማስቀጠል በቤተሰባችን ዘንድ ብሎም በሀገራችን ዘንድ የተለያዩ ተግባራትን የተለያዩ መልካም ተግባራትን ለማድረግ እንግዲህ በመጎራረስ በመተሳሰብ በመፈቃቀር እንግዲህ በመሶብ አንድ ላይ ምግብን ልንመገብ እንችላለን ማለት ነው። ስለዚህ ማታ በምን ሰዓት ትመገባለህ? ለሚለው ጥያቄ እንግዲህ እኔ ልመገብበት የምችለው ሰዓት ማታ አራት ሰዓት ወይም ደግሞ ሶስት ተኩል እመገባለሁ ማለት ነው። ስለዚህ እንደዚህ ነው

እሺ ማር ትወዳለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ ማር ብዙ ጥቅሞች አሉት ማር ማለት መጀመሪያ ምን ማለት ነው። ብለን እናያለን እንግዲህ ማር ለምን ይጠቅማል? ማር አብዝተን ብንመገበው ምን እንሆናለን የሚለውን እንግዲህ በዚሁ ሀሳብ ለማያያዝ እንወዳለን። እንግዲህ ማር ማለት ከንቦች የሚገኝ ወይም ደግሞ ንቦች ተሰባስበው አንድ ላይ በቀፎ ይቀመጡና ዛፍ ላይ ሊሆን ይችላል ወይም ደግሞ የንብ ማርቢያ ቤቶች ላይ ሊሆን ይችላል። እዛ ላይ በቀፎ ተደርገው ይቀመጣሉ እነዛ ንቦች እንግዲህ ተዋልደው ተዋልደው ብዙ ንቦችን ይወልዳሉ። እንግዲህ ብዙ ጊዜ ይራባሉ በእንቁላል ይራቡና እነዛን ንቦች ይፈለፈላሉ። እነዛን ንቦች ከተፈለፈሉ በኋላ አንድ ላይ በቀፎ ሆኖ የተለያዩ ማሮችን የተለያዩ አበባዎችን በመቅሰም የተለያዩ ዛፎች ጋር ቅጠሎችን በመቅሰም የተለያዩ አበቦችን በመቅሰም የተለያዩ ጣፋጭ ነገሮችን በመውሰድ እንግዲህ ማርን ይሰራሉ ማለት ነው። እንግዲህ ማርን ካዘጋጁ በኋላ ማርን ከሰሩ በኋላ በአንድ ቦታ ወይም ደግሞ እዛ ቀፎ ውስጥ ያጠራቅሙታል ማለት ነው። እንግዲህ ያንን ቀፎ እንደ እንጀራ እየጋገሩ እንደ እንጀራ እንደ ዳቦ እየጋገሩ እያስቀመጡ ያከማቹታል ማለት ነው። እንግዲህ ያንን ሲያደርጉም እንግዲህ ንግስታቸውን አውራ ንብ አለች እንግዲህ ያቺ አንድ ንብ አለች ያቺ ንብ እንግዲህ ምን በማድረግ ነው የምትደራደረው? ያቺ ንብ እንግዲህ ማርን በማዘጋጀት ነው የምትውለው ማለት ነው። ሌሎቹ ይሰበስባሉ የሰበሰቡትን አበባ ወደ ማርነት ይቀይራሉ ማለት ነው። ከዛ በተጨማሪ አንድ ላይ ያጠራቅሙታል ማለት ነው። ከዛ ከእንግዲህ ንቦች የታታሪነት ምሳሌ ናቸው በጣም ታታሪዎች ናቸው። ስለዚህ እንደማር ይባላል እና እንደ ነብ ታታሪ ሁኑ ይባላል። ስለዚህ እነዛ ንቦች ማርን ያዘጋጃሉ ማለት ነው። እንግዲህ ማር ትወዳለህ ለሚለው ጥያቄ ማር በጣም የሚወደድ ምግብ ነው። በሀገራችን ኢትዮጵያ ብሎም በሌሎች ሀገሮች ማር በጣም የሚጣፍጥና የሚወደድ ምግብ ነው። ስለዚህ ያንን እንግዲህ ከዛፎች ላይ ወይም ደግሞ ከቀፎች ላይ እናገኘዋለን ማለት ነው። ስለዚህ ያንን ምግብ ያን ከቀፎች ላይ የምናገኘውን ንቦች የሚያዘጋጁት እንግዲህ ማር ይባላል ማለት ነው። ስለዚህ ያ ማር ምንድነው ጥቅሙ ቢባል እንግዲህ አንደኛ ለምግብነት ይውላል። ሁለተኛ ደግሞ የተለያዩ መጠጦች የተለያዩ ነገሮችን እንሰራበታለን እንደ እነዛ ምንድን ናቸው? አንደኛ ጠጅ ልንሰራበት እንችላለን እንግዲህ ጠጅ የሚሰራው ከማር ነው። ማርና ጌሾ የተለያዩ ቅመማ ቅመሞች ተቀላቅለው አንድ ላይ ሲሆኑ እንግዲህ ጠጅን ይሰጠናል ማለት ነው። እንግዲህ ጠጅ የነገስታት መጠጥ ነው። ይባላል ያን መጠጥ እንግዲህ ይሰራል የሚሰራልን ማር ነው። ማለት ከማር አዘጋጅተን እናቶቻችን ይሰሩታል ማለት ነው። ከዛ በተጨማሪ እንግዲህ ማር ምን ይጠቅመናል? ወይም ምን እንሰራበታለን ብባል ደግሞ ማር እንግዲህ ብርዝ ይሰራበታል ብርዝ እንግዲህ የተለያዩ ማሮች አንድ ላይ ተሰብስበው ከውሃ ጋር ይበጠበጡና ብርዝ ተብለው እንግዲህ ለመጠጥነት ይውላሉ ማለት ነው። እንግዲህ ሁለት ሶስተኛው ጥቅሙ ደግሞ ማር ለምን ይጠቅማል ቢባል ደግሞ ማር እንዲሁ ዝም ብለን ልንመገበው የምንችለው የምግብ አይነት ነው። ስለዚህ ማር በጣፋጭ በጣም ጣፋጭ ምግብ ነው። ስለዚህ ከተለያዩ ነገሮች ላይ ከበዳቦ ሊሆን ይችላል በተለያዩ በሚበሉበት ነገር እዛ ላይ እያቀላቀልን ልንመገበው እንችላለን። ስለዚህ ማር እነዛን ጥቅሞች አሉ ከዛ በተጨማሪ እንግዲህ ማር ለመድኃኒትነት ይሆናል። የተለያዩ ማሮች ወይም ደግሞ በጣም የቆዩ ማሮች ለሰባት አመት የቆየ ማር ሊሆን ይችላል። እነዛ ማሮች እንግዲህ ለመድኃኒትነት የተለያዩ በሽታዎች ሲይዙን የተለያዩ ህመሞች ሲያጋጥሙን እነዛን እንግዲህ ለበሽታ መከላከያነት ወይም ደግሞ ለበሽታ ለመድኃኒትነት እንጠቀማቸዋለን ማለት ነው። ስለዚህ ማሮች እንግዲህ ለመድኃኒትነት ይሆናሉ ለጠጅ መስሪያነት ለብርዝ መስሪያነት እና ለምግብነት ይውላሉ ማለት ነው። ከዛ በተጨማሪ እንግዲህ ማር ለምን ይጠቅማል የሚለውን ብናይ ደግሞ ማር እንግዲህ ለገቢ ምንጭነት ያገለግላል ለገቢ ምንጭ ስንል ምን ማለታችን ነው? ብንል ማርን በማዘጋጀት ወይም ደግሞ ማርን በማርባት ወይም ደግሞ ማርን በመቁረጥ ወይም ደግሞ ቀፎዎችን በማብዛት ብዙ ንቦችን በማጠራቀም ማሮችን እናጠን እንሰበስብና አንድ ላይ እንሸጣቸዋለን ማለት ነው። እንግዲህ ማር ይሸጣል ማርን ብዙ ሰዎች ይገዛሉ ያንን እንግዲህ ስናደርግ የተለያዩ ገንዘቦችን መስራት እንችላለን ማለት ነው። ስለዚህ ያንን ከሰም የምንሰራ ከሆነ ወይ ትርፋማ እንሆናለን ማለት ነው። ስለዚህ ንቦችን በማነብ ወይም ደግሞ ማሮችን በመሰብሰብ እንግዲህ የተለያዩ ገንዘቦችን የተለያዩ ብሮችን ማግኘት እንችላለን ማለት ነው። ስለዚህ እነዛን ነገሮች ለማግኘት ማር ያስፈልጋል ማለት ነው። እንግዲህ ማር ትወዳለህ ወይ? ለሚለው ጥያቄ አዎ ማር እወዳለሁ። ምክንያቱም ማር ለብዙ ነገሮች ስለምንጠቀምበት ማለት ነው። ከነዛም ውስጥ እንግዲህ ለገቢ ምንጭነት እጠቀምበታለሁ ብያለሁ ከዛ በተጨማሪ እንግዲህ ለመድኃኒትነት እንጠቀምበታለን ሰው እንግዲህ ይታመማል ሰው ታማሚ ነው። ስለዚህ ያን ህመም ለማስወገድ እንግዲህ ማር ያስፈልጋል ከዛ በተጨማሪ እንግዲህ ማር ለመጠጥነት

እሺ አቧራ ችግር ይፈጥርብሃል ወይ? የሚል ጥያቄ ደርሶኛል እንግዲህ አቧራ አዎ ችግር ይፈጥራል። አቧራ ማለት እንግዲህ አቧራ ማለት ከምድር ላይ የሚነሳ ትቢያ ወይም ደግሞ አፈር ማለት ነው። እንግዲህ በንፋስ አማካኝነት እንደውም ደግሞ በተለያዩ ንፋስ አመንጭ ነገሮች በመኪና ሊሆን ይችላል። በተለያዩ ሞተሮች ሊሆን ይችላል ሳይክሎጂ ሊሆን ይችላል ወይም ደግሞ በተለያዩ ጀነሬሎች ይሆናል በነዛ አማካኝነት አቧራ ሊነሳ ይችላል እንግዲህ ያንን አባራ ሊነሳ ይችላል። እንግዲህ በተፈጥሮ መንገድ አቧራ ይነሳል ለምሳሌ እንግዲህ በረሃ አካባቢ ከሆነ የተለያዩ አሸዋዎች የተለያዩ አቧራዎች የተለያዩ አፈሮ አሉ እነዛን እንግዲህ ንፋሱ በሚነፍስበት ሰዓት የተለያየ አቧራ ያስነሳል ማለት ነው። እንግዲህ እነዛ በአቧራዎች ብዙ ችግር ያመጣሉ። እንግዲህ እነዛ በአቧራዎች አንደኛ ሰውነትን ያቆሻሉ እንግዲህ ያ አቧራ ሲነሳብን አንድ ላይ ይነሳና ሰውነታችን ላይ ሊበንብን ይችላል። ስለዚህ ያ በአባራ ልብሳችን ሊያቆይሽ ይችላል ሰውነታችን ሊያቆይሽ ይችላል ፀጉራችን ሊያቆሽሽ ይችላል። ስለዚህ ያ አባራ አንደኛ ጉዳቱ ምንድነው ቢባል እንግዲህ እኛን ራሳችንን ማቋሸሽ ነው። ስለዚህ አይናችን ውስጥ ሊገባ ይችላል አቧራው ንፋስ በሚነፍስበት ጊዜ የዛን ጊዜ እንግዲህ ብዙ ጉዳቶችን ሊያመጣብን ይችላል። ከዛ በተጨማሪ እንግዲህ አቧራ ምንድነው የሚፈጥርብህ ችግር የሚባል እንግዲህ አቧራ ምን ይፈጥራል? ይባል አቧራ እንግዲህ በየት በየት እጫችን ላይ ወይም ደግሞ መኪናናዎቻችን ላይ ሊበንባቸው ወይም ደግሞ አቧራው እንዲህ ሊረግፍባቸው ይችላል። ስለዚህ እነዛን አቧራዎች እንግዲህ ለማስወገድ መኪናዎችን ቤቶችን ማስተካከል ወይም ማጠብ ይገባናል ስለዚህ እነዛን ነገር ለማድረግ ወጪ ያስፈልገናል። ስለዚህ ያን ነገር እንግዲህ አቧራ ችግር ይፈጥርብናል። ማለት ስለዚህ አንደኛ ቤታችን ያቆሽሽብናል አራተኛ ደግሞ መኪናዎቻችንን ሊያቆሽሽብን ይችላል። ስለዚህ ያንን አቧራ ችግር ይፈጥርብናል ማለት ነው። ስለዚህ ከዛ በተጨማሪ እንግዲህ አቧራ ምን ይፈጥርብናል? ምግቦቻችን ላይ ሊበንብን ወይም ደግሞ አቧራው ሊረግፍብን ይችላል። ስለዚህ አቧራውን ምግባችን ላይ ረገፍብን ማለት ያን ምግብ ስንመገበው ወደ ሆዳችን ውስጥ ይገባናል ያ ምግብ ከሆዳችን ውስጥ ከገባ በኋላ በሽተኛ ወይም ደግሞ ሊያመን ይችላል። ስለዚህ ለህመም ሊያጋልጠን ይችላል። እንግዲህ አቧራ ብዙ ጉዳቶች አሉ። ከነዛም ውስጥ እንግዲህ አንደኛ ራሳችንን ንጽህናችንን ሊያጓድልብን እንችላለን ሁለተኛ ደግሞ መኪናችንን ወይም ቤታችንን ሊያቆሽሽብን ይችላል። ከዛ በተጨማሪ እንግዲህ ምግባችን ወይም ደግሞ መጠጣችን ላይ እየገባ ሊያስቸግረን ይችላል ያም ደግሞ ወደ ሆዳችን ሲገባ ህመምተኛ ወም በሽተኛ ሊያደርገን ይችላል። ምክንያቱም አቧራ ከብዙ ነገሮች የተገናኙ ወይም ደግሞ ብዙ ህመሞችን የያዘ ነገር ሊሆን ይችላል። ስለዚህ ብዙ ነገሮች የተደበላለቁበት ብዙ ነገሮች የተፈጠሩበት ነገር ስለሆነ ወይም የተረጋገጠ ወይም ደግሞ ብዙ ቆሻሻዎች ያረፉበት ነገር ስለሆነ ወደ ሆዳችን ውስጥ ሲገባ ወይም ደግሞ በምግብ አማካኝነት ወደ ሆዳችነ ውስጥ ሲገባ ብዙ በሽታዎችን ብዙ ጉዳቶችን ሊያመጣብን ይችላል ማለት ነው። ስለዚህ አቧራ ጉዳቶች ወይም ደግሞ ችግር ይፈጥርብኛል ማለት ነው። ስለዚህ ያ ነገር እንዳይፈጠርብኝ ያ ነገር እንዳይሆን ደግሞ መጀመሪያ ቅደም ተከተሎች ወይም ደግሞ መከላከያ ነገሮችን መጠቀም ይኖርብኛል ማለት ነው። ከእነዛ ውስጥ እንግዲህ አንደኛው ምንድነው የተለያዩ መንገዶች የተለያዩ ነገሮችን እንግዲህ ማጽናት ይፈልግብናል። አቧራ እንዳይነሳም አቧራ እንዳይበንብን እንግዲህ የተለያዩ በአካባቢያችን ላይ የሚገኙ ነገሮችን አንደኛ ሳር መትከር አለብን ሳሮች እንግዲህ አቧራ እንዳይነሳ ያደርጋሉ ምክንያቱም በስሮቻቸው ወይም ደግሞ በራሶቻቸው ይይዙልኛል ማለት ነው። አቧራ እንዳይነሳ አደረጉብን ከዛ በተጨማሪ እንግዲህ ዛፎቼን አትክልቶችን የተለያዩ እጽዋትን መትከል ያስፈልጋል ማለት ነው። አቧራ እንዳይነሳ አቧራ እንግዲህ መሬቱን እንዳይሸረሽረው ያንን እንግዲህ ለማድረግ ዛፎችን መትከል ያስፈልጋል ማለት ነው። ዛፎችን የምንተክል ከሆነ በስራቸው በግንዳቸው ይይዙልናል ማለት ነው። እንግዲህ ያንን የሚይዙት ከሆነ አቧራን ሊነሳ አይችልም ማለት ነው። ስለዚህ አቧራ እንዳይነሳ የተለያዩ መሰረታዊ ነገሮችን ማከናወን የተለያዩ መሰረተ ልማቶችን ማድረግ ያስፈልጋል ማለት ነው። አስፓልቶችን መስራት መንገዶችን በስተክክል የምንሰራ ከሆነ አቧራ አይነሳም ማለት ነው። ምክንያቱም መኪኖች በአስፋልት ላይ የሚሄዱ ከሆነ አስፋልት ላይ አቧራ ሊኖር አይችልም ስለዚህ ያ ነገር ሊበዱብን ወይም ደግሞ ሊነሳብን ችግር ሊፈጥርብን አይችልም። ስለዚህ አካባቢያችን በስርዓት የምንጠብቀውና አካባቢያችን በስርዓት የምንይዝ ከሆነ አቧራ ችግር አይፈጥርብንም ማለት ነው። ስለዚህ አካባቢያችንን በስርዓት ወይም ደግሞ በእንክብካቤ መያዝ ይጠበቅብናል። ከዛ በተጨማሪ እንግዲህ አቧራዎች እንግዲህ ብዙ ችግሮችን ይፈጥራሉ ብለናል እናዛን ችግሮች እንግዲህ ለማስወገድ ብዙ መንገዶችን መጠቀም እንችላለን አረ ቀን እነዛም ነገሮች ምንድን ናቸው? መንገዶችን በስርዓት መስራት የተለያዩ ሳሮችን የተለያዩ እጽዋትን የተለያዩ አትክልትን በአካባቢያችን ላይ የምንተክል ከሆነ የምናደርግ ከሆነ ወይም ደግሞ የምናስተካክል ከሆነ አቧራም ሆነ ሌላ ነገሮች ሊመጡ

እሺ ስሜትን በፊት ላይ ታሳያለህ የምል ጥያቄ ነው የደረሰኝ እንግዲህ ስሜት ማለት ምን ማለት ነው? ስሜትን በፊት እንዴት ይገለጻ ስሜትን አለማሳየት ይቻላል ወይ ስሜትንስ ማንፀባረቅ ምንድነው ጠቅሙ ምንድነው ጉዳቱ የሚሉትን? እንግዲህ በዚሁ ለማ አያይዘን ለማንሳት እንሞክራለን። እንግዲህ ስሜት ማለት እንግዲህ የተለያዩ ነገሮች ሲፈጠሩብን የተለያዩ ሁኔታዎች ሲደርሱብን በፊታችን ላይ የምናሳየው ነፀብራቅ ወይም ደግሞ መገለጫ ማለት ነው። እንግዲህ የሰው ልጅ ይናደዳ የሰው ልጅ ይበሳጫል እንግዲህ ያንን ንዴቱን ያንን ደስታውን ያንን ብስጨቱን እንግዲህ የሚገልፅበት የፊት ቅርጾች ወይም ደግሞ እንቅስቃሴዎች አሉ ማለት ነው። እንግዲህ እነዛን ነገሮች ለማድረግ እነዛን ነገሮች እንግዲህ ስናደርግ ብዙ ጉዳቶች ጥቅሞችም አሉት ማለት ነው። እንግዲህ ያ ማለት እንግዲህ ስሜትን በፊት ላይ የሚገልጽበት መንገድ ነው ማለት ነው። አንድ ሰው ሲናደድ ፊቱ ሊኮሰታተር ወይም ደግሞ ሊጨፈገግ ይችላል ማለት ነው። እንግዲህ ደግሞ ሲደሰት ደግሞ ፊቱ ሊፈጋ ወይም ደግሞ ጥርስ በጥርስ ሊሆን ይችላል ማለት ነው። እንግዲህ የሰው ልጅ ስሜቱን የሚገልጽበት በፊቱ ነው። ይባለል እንግዲህ ፊቱን የተለያየ ቅርጽ በማስያዝ የተለያየ ሁኔታ በ በማድረግ ወይም ደግሞ በማልቀስ ቢሆን ይችላል ወይም ደግሞ በማጨማደድ ወይም ደግሞ በማኮሳተር ወይም ደግሞ ደስ በማሰኜት ወይም ደግሞ በመሳቅ ወይም ደግሞ የተለያዩ ነገሮችን በማድረግ የሰው ልጅ ስሜቱን ይገልጻል ማለት ነው። እንግዲህ የሰው ልጅ ስሜቱን መቆጣጠር አይችልም የሰው ልጅ ስሜቱን ወይም ደግሞ ከአቅሙ በላይ የሚሆንበት ጊዜ አለ ማለት ነው። እንግዲህ በዛን ጊዜ ስሜቱን መቆጣጠር ስለማይችል የተለያዩ ስሜትን የሚገልጹ ነገሮች ፊቱ ላይ ሊታዩ ይችላሉ። እንግዲህ አንዳንድ ሰዎች በጣም ይናደዳሉ ማለት ነው እንግዲህ በጣም ሲናደዱ ደም ስራቸውን ይገታተራል። ፊታቸው እንግዲህ ይቃላል ወይም ደግሞ የጠቆቁራል ከዛ በተጨማሪ እንግዲህ ይጨማደዳሉ ማለት ነው። እንግዲህ የዛን ጊዜ ሰዎች ሊጠነቀቁ የሚችሉት ወደ ንዴት እየሄዱ መሆኑን ማወቅ አለባቸው ማለት። ምክንያቱም ያ ሰው እንግዲህ እየተናደደ ከሆነ ያ ሰው እየተበሳጨ ከሆነ የሚያበሳጨውን ነገር ማስወገድ አለበት ነው። ካዛ ወደ ሌላ ወደ ከፋ ነገር ወይም ደግሞ ወደ ህመም ወይም ደግሞ ወደ ተለየ ጥፋት ሊገባ ይችላል ማለት ነው። እንግዲህ የሰው ሲናደድ የሚያደርገውን አያውቅም ሰውን ሊደበደው ይችላል ወይም ደግሞ ሰውን ሊማታ ይችላል። ሥለዚህ ንብረት ሊያወድም ይችላል እነዛን ነገሮች እንግዲህ በአግባቡ መቆጣጠር አለበት ማለት ነው። ስሜትን የሰው ልጅ የማያቆጣጥርም ከሆነ የስሜትን የማይገዛ ከሆነ ስሜቱ ራሱ ሰውን ይገዛል ማለት ነው። እንግዲህ ስሜት እንዳይገዛን ስሜት እኛን እንዳይጫወትብን እኛ ስሜትን መቆጣጠር ወይም ደግሞ ስሜትን መግዛት ያስፈልገናል ማለት ነው። እንግዲህ ይሄ ሰው ልጅ ደግሞ ከዛ በተጨማሪ ከመናደድም አልፎ ደስተኛ ሊሆን ይችላል ማለት ነው። እንግዲህ የሰው ልጅ ደስተኛ ሲሆን የተለያዩን ፊቱ ላይ የሚታዩ ነፀብራቆች አሉ ማለት ነው። እንግዲህ እነዛ ምንድን ናቸው? አንደኛ ሰው ደስተኛ ሲሆን ይስቃል ወይም ደግሞ ፊቱ ላይ ፈቃ ይላል ወይም ደግሞ ግልጽልጽ ይላል ብርሃን ይሆናል ማለት ነው። እንግዲህ የዛን ጊዜ ሰው ደስተኛ ሆኗል ማለት ነው። ያን ጊዜ እንግዲህ ብዙ ነገሮችን ማረግ ይችላል ማለት ነው። እንግዲህ በደስታ ብዙ ነገሮችን ሊያደርግ ይችላል እንግዲህ ሰው ደስታውንም ሆነ ቁጣውን ወይም ደግሞ ብስጭቱን መቆጣጠር አለበት ማለት ነው። እንግዲህ ሰው ሲደሰት ብዙ ነገሮችን ማድረግ ይፈልጋል ብዙ ነገሮችን ማከናወን ይፈልጋል ስለዚህ እነዛን ነገሮችን በመጥኑ ከላደረግናቸው ወይም ደግሞ ስንበሳጭም ሆነ ስንናደድ በንዴታችን ወይም በስሜታችን ልክ የምናደርግ ከሆነ እኛ እንጎዳለን ማለት ነው። እንግዲህ ተበሳጭተን ብዙ ጥፋቶችን የምናጠፋ ከሆነ ወይም ደግሞ ንብረቶችን የምናወድም ከሆነ ወይም ደግሞ የሰው ልጅ እምንደባደብ ከሆነ ወይም ደግሞ የምንጣላ ከሆነ ብዙ ጉዳቶች ይደርሱብናል ማለት ነው። እነዛም ጉዳቶች ምንድን ናቸው? አንደኛ ብዙ ገንዘብን ሊያስወጣን ይችላል ከዛ በተጨማሪ እንግዲህ ወደ እስር ቤትም ሊወስደን ይችላል ማለት ነው። እና እነዛን ነገሮችን ለመቆጣጠር የሰው ልጅ ራሱን ወይም ደግሞ ስሜቱን መግዛት አለባት። ምናምን ከዛ በተጨማሪ እንግዲህ በደስታችን ጊዜም የሰው ልጅ በጣም ደስ ሲለው ሽልማቶችን ለመሸለም ይፈልጋል። እንግዲህ የተለያዩ የተለያዩ ልማቶችን የተለያዩ ነገሮችን ለሰዎች መስጠት ይፈልጋሉ ያን ጊዜ እንግዲህ ሳናስበው ወይም በስሜት ተገፋፍተን የምናደርገው ከሆነ ያን ጊዜ ገንዘባችን ወይም ደግሞ የተለያዩ ነገሮችን እንኳን ልናጣ እንችላለን ማለት ነው። ሥለዚህ የሰው ልጅ ስሜቱን ሊቆጣጠረው ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ስሜትን በፊት ላይ ታሳያለህ ወይ የሚለው ጥያቄ? አዎ ስቴ ስሜትን ማሳየት የተፈጥሮ ግዴታ ነው። ነገር ግን ስሜትን ማቆጣጠር ያስፈልጋል ማለት ነው። ስሜታችንን ማ የማንቆጣጠር ከሆነ ስሜታችንን የማንገዛ ከሆነ ስሜታችንን እኛ የማንመራው ከሆነ ወደ መጥፎ ነገር ወደ ወይም ደግሞ ወደ ከፋ ነገር እሱ ሊመራን ይችላል ማለት ነው። ስለዚህ የስሜታችንን በአግባቡ ማድረግ አለብን። ምክንያቱም የምንናደድ ከሆነም ንዴታችንን ለመቆጣጠር መሞከር አለብን። በርግጥ ንዴት መቆጣጠር ይከብዳል ንዴት መቆጣጠር ያዳግታል። ነገር ግን የምንችለውን ያህል ለመቆጣጠር ወይም ደግሞ ከዛ ነገር ለመራቅ ከዛ ነገር ለመሸሽ ራሳችንን ማዘጋጀት አለብን ማለት ነው። ስለዚህ ስሜትን በፊትህ ላይ ታሳያለህ ወይ ለሚለው ጥያቄ? አዎ ስሜቴን በፊት

ሽማግሌዎችን እንዴት ታከብራለህ የሚል ጥያቄ ነው የደረሰኝ እንግዲህ ሽማግሌዎች ማለት ምን ማለት ነው ሽማግሌዎችን እንዴት ማክበር አለብን ሽማግሌዎችን ማክበር ምንድነው? ጥቅሙ የሚሉትን እንግዲህ በዚሁ አጋጣሚ ለማየት እንሞክራለን እንግዲህ ሽማግሌዎች ማለት በእድሜ የገፉ ወይም ደግሞ እድሜያቸው ጥልልቅ የሆነ ለምሳሌ ከሰማንያ አመት ስልሳ አመት ወይም ደግሞ ከዛ በላይ የሆናቸው ሽማግሌዎች ይባላሉ እንግዲህ እንግዲህ እነዚህ የእድሜ ባለጸጋ ወይም ደግሞ የእድሜ ባለፀጎች ወይም ደግሞ አዛውንቶች ወይም ደግሞ ሽማግሌዎች ተብሎ ይጠራሉ ማለት ነው። እንግዲህ እነዚህ ሰዎች በምድር ላይ ብዙ አመትን የቆዩ በምድር ላይ ብዙ ህይወትን አሳልፎ በምድር ላይ ብዙ ትምህርቶችን የተማሩ ብዙ እውቀቶችን የገበዩ ብዙ ነገሮችን የሚያውቁ ናቸው እንግዲህ እነዚህን ሰዎች ማክበር ያስፈልጋል ማለት ነው። እንግዲህ ሽማግሌዎችን የምናከብር ከሆነ ሽማግሌዎችን የምንከባከብ ከሆነ ሽማግሌዎችን የምንረዳ ከሆነ ሊመርቁን ይችላሉ እነዛ ሲመርቁን እንግዲህ እኛም በህይወታችን ጥሩ ሁኔታ ላይ እንደርሳለን ማለት ነው ጥሩ ነገሮች ያጋጥሙናል ጥሩ ነገሮችን እንተገብራለሁ ማለት ነው። ስለዚህ እነሱ የእድሜ ባለፀጎች ናቸው የኛን ይሄን አለም ከእኛ በበለጠ ነገር በበለጠ ሁኔታ ያውቁታል እና ይሄን አለም ብዙ ብዙ ጊዜ ኖሮበታል ይሄን አለም ብዙ አመት አሳልፈውበታል እና ብዙ ነገርን ተምረውበታል ብዙ ነገርን ያይ ያውቁታል። እና ስለዚህ እነሱን የምናከብራቸው ከሆነ እነሱን የምንከባከባቸው እነሱን የምንጠብቃቸው ከሆነ ብዙ እውቀቶችን ብዙ ትምህርቶችን ልናገኝ እንችላለን። ምክንያቱም እነሱ እዚህ አለም ላይ ብዙ ጊዜ አሳልፈዋል ስለዚህ ብዙ እውቀትን ገብይተዋል ምናምን ስለዚህ እነዛ እውቀቶችን የገበዮአቸውን እውቀቶች የገበዮአቸውን ጥበባቸውን የሚያውቋቸውን ነገሮች ሁሉ ለእኛ ያስተላልፋሉ ማለት ነው። ነገር ግን የማናከብራቸው ከሆነ የማንጠብቃቸው ከሆነ የማንከባከባቸው ከሆነ እነዛን ነገሮች ይዘዋቸው ሊሞቱ ይችላሉ ማለት ነው። ስለዚህ ሰዎችን ወይም ደግሞ ሽማግሌዎችን የምናከብር ከሆነ የምንከባከብ ከሆነ የተለያዩ እውቀቶችን ለምሳሌ እንግዲህ በእድሜያቸው ሙሉ ያፈሩትን ነገር በምንምያቸው ሁሉ ያጠራቀሙትን እውቀት ለእኛ ያስተላልፉልናል ማለት ነው በችግራችን ጊዜ ይመክሩናል በችግራችን ጊዜ ያበረታቱናል ወይም ደግሞ በየት በየት መንገድ መሄድ እንዳለብን ያስረዱናል ማለት ነው። ስለዚህ ቀጥተኛው መንገድ እነሱ ያውቁታል ትክክለኛው መንገድ እነሱ ያውቁታል ምክንያቱም ከዚህ በፊት የሄዱበት ከዚህ በፊት ያለፉበት ነገር ነው እና ለእነሱ አዲስ አይደለም ስለዚህ ለእኛ አዲሳችን ነው ለኛ ገና ያልሄድንበት ነገር ነው ስለዚህ በዛ መንገድ እንድንሄድ በዛ መንገድ እንድንተገብረው የተለያዩ ችግሮች ሲፈቱ ሲፈጠሩብን የተለያዩ ነገሮች ሲከናወኑብን እነዛን ነገሮች እንግዲህ በሃላፊነት እንድንወጣቸው ያደርጉናል ያግዙናል ማለት ነው። ስለዚህ የተለያዩ እውቀቶችን የተለያዩ ነገሮችን ለመገበያየት ለማግኘት እንግዲህ ሽማግሌዎችን ማገዝ ሽማግሌዎችን ማክበር ያስፈልጋል እንግዲህ ሽማግሌዎችን እንዴት ነው? የምናከብራቸው ብለን ስንጠይቅ ሽማግሌዎችን የምናከብራቸው እንግዲህ አንደኛ ቅድሚያ በመስጠት ሊሆን ይችላል። እንግዲህ ሽማግሌዎች የተለያዩ ቦታዎች የተለያዩ አጋጣሚዎች ላይ ልናገኛቸው እንችላለን ለምሳሌ መኪና ውስጥ ስናገኛቸው ቦታ በመለቀቅ ወይም ደግሞ ለእነሱ ቦታን በማዘጋጀት ለነሱ ቅድሚያ በመስጠት ወይም ደግሞ ሰልፍ ሊኖፈር ይችላል እዛ ሰልፍ ላይ ለነሱ ቅድሚያ በመስጠት ልናከብራቸው እንችላለን ማለት ነው። ተቀምጠን ከሆነም ወንበር በመልቀቅ ክብርን ማሳየት ያስፈልጋል ማለት ነው ምክንያቱም እንግዲህ ማግሌዎች በእድሜ የጸኑ ናቸው። ነገር ግን በጉልበት የደከሙ ናቸው ስለዚህ ይደክማቸዋል ጉልበታቸው ደካማ ነው ስለዚህ እኛ ግን ወጣቶች ልንሆን እንችላለን። ስለዚህ ለሽማግሌዎች ቦታን በመልቀቅ ሽማግሌዎችን በማክበር ሰላምታን በመስጠት የተለያዩ ነገሮችን ቅድሚያ በመስጠት እንግዲህ ሽማግሌዎችን ልናከብራቸው ይገባል። ከዚህ በተጨማሪ እንግዲህ ሽማግሌዎች እንግዲህ ምንድነው? ጥቅማቸው ብንል እንግዲህ ሽማግሌዎች ካሉ ሽማግሌዎች የሚኖሩ ከሆነ በሀገራችን አንደኛ ሰላም ይኖራል ማለት ነው። ምክንያቱም እነሱ የሚጸልዩት ወይም ደግሞ ወደ አምላካቸው ሲጸልዩ ወይም ደግሞ ወደ ፈጣሪያቸው የሚጸልዩ ከሆነ የተለያዩ ነገሮችን ማምጣት ይችላሉ ማለት ነው። ወደ ሀገራችን ሰላምን ያመጣሉ ሽማግሌዎች ካሉ ሽማግሌዎች ብዙም ምክሮችን ይመክራሉ ማለት ነው ስለዚህ የሰው ልጆች እንዳይሳሳቱ የሰው ልጆች በመጥፎ መንገድ እንዳይሄዱ ይመክራሉ ማለት ነው። ስለዚህ ሽማግሌዎች የሚኖሩ ከሆነ ሽማግሌዎችን የምንከባክብ ከሆነ ሽማግሌዎችን የምንጦር የምንናበረታታቸው ወይም ደግሞ የምንጠብቃቸው ከሆነ ብዙ ጥቅሞች እናገኛለን ከዛም ውስጥ እንግዲህ አንዱ የነሱን ምክሮች ወይም ደግሞ ተግሳጾችን እናገኛለን ማለት ነው። እንግዲህ እነዛን የምናገኝ ከሆነ ወደ መጥፎ መንገድ እንዳንሄድ ያደርገናል ከዛ በተጨማሪ እንግዲህ የተለያዩ የቢዝ የስራ እውቀቶችን ወይም ደግሞ ጥበቦችን እናገኛለን ተለያዩ ስህል ስአሊዎች ሊሆን ይችላል የተለያዩ ስራ ሰሪዎች ሊሆኑ እነዛን ስራዎች እንግዲህ ከእነሱ ተረክበን ወደፊት ለልጅ ልጆቻችን የምናስረክብ እንሆናለን ማለት ነው። ስለዚህ ሽማግሌዎችን ልንጠብቃቸው ሽማግሌዎችን ልንከባከባቸው ይገባል ማለት

ሰባት ደር የቀረ ምግብ ትበላለህ የሚል ጥያቄ ነው የደረሰኝ እንግዲህ የቀረ ምግብ ማለት ምን ማለት ነው? የቀረ ምግብ ብንበላ ምን እንሆናለን ባንበላስ ምን እንጎዳለን? የቀረ ምግብ መብላት ምንድነው ጉዳቱ የሚለው? እንግዲህ በዚሁ ለማየት እንሞክራለን እንግዲህ የቀረ ምግብ ማለት የተረፈ ምግብ ማለት ነው የተረፈ ምግብ ማለት እንግዲህ እራታችን በልተን ሊሆን ይችላል። ቁርሳችን ምሳችን በልተን ሊሆን ይችላል እንግዲህ የዛን ጊዜ ጠግበን ያስተረብነው ወይም ደግሞ ከጠገብነው ወይም ደግሞ ምሳ ስንበላ ያስተረፍነውን ምግብ ያን ጊዜ እንግዲህ ተርፎ ሊሆን ይችላል። ያን ጊዜ የምናስቀረው ምግብ ያን ጊዜ እንግዲህ የተረፈ ምግብ ይባላል። እንግዲህ ያን ጊዜ የተረፈ ምግብ የምንበላ ከሆነ የተረፈ ምግብ የምንጠቀም ከሆነ ወይም ደግሞ ያደረ ምግብ ማታ እራት በልተን ከተረፈ ላይ ያስቀረነው ምግብ ካለ ወይም ደግሞ ያን ነገር የምንበለው ከሆነ ሊያመን ይችላል። እንግዲህ አንደኛው ጉዳቱ የተረፈ ምግብን መብላት እንግዲህ ጉዳቱ ምንድነው? ቢባል የተረፈ ምግብ እንግዲህ ወደ በሽታ ያጋልጥናል የተረፈ ምግብ አሁን ለምሳሌ እኔ እራቴን በልቼ እራት በልቼ የተረፈኝን ምግብ ጠዋት ቁርስ ላይ ብበለው ሊያመኝ ይችላል ማለት ነው። ስለዚህ ያንን መገብ መመገብ የለብኝም ምክንያቱም የተረፈ ምግብ የተለያዩ ጉዳቶችን ያመጣብኛል ማለት ነው። ከነዛም ውስጥ እንግዲህ ወደ በሽታ ሊከተኝ ይችላል ያ እንግዲህ በሽታውን ምን ሊያመጣብኝ ይችላል? እንግዲህ ታይፎር ታይፐዝ የሚባሉ በሽታዎች አሉ በሀገራችን ላይ እነዛን እንግዲህ ሊያመጣብኝ ይችላሉ ማለት ነው። ስለዚህ የተረፈ ምግብን የምመገብ ከሆነ የተረፈ ምግብ የምበላ ከሆነ የተረፈ ምግብ የማስቀምጥ እና ለሰዎችም የምሰጥ ከሆነ እንግዲህ የተለያዩ በሽታዎችን የተለያዩ ነገሮች ውስጥ ይከትኛል ማለት ነው። ስለዚህ እኔ የምታመም ከሆነ ወደ ሀኪም ቤት መሄዳለው ሀይኪም ቤት ስሄድ ደግሞ ገንዘብ ላወጣ እችላለሁ ማለት ነው። ስለዚህ ብዙ ጉዳቶች አሉ ከነዛ ውስጥ እንግዲህ ምንድነው ጉዳቱ? ማለት አንደኛ እኔ ራሴ እታመማለሁ ብዙ ስቃይ ያጋጥመኛል ማለት ነው። እንግዲህ ብዙ ህመሞችን ስንታመም እንግዲህ ብዙ ስቃዮች አሉት ብዙ መርፌ መውጋት ብዙ ክሊኖችን መዋጥ አለብኝ ያ እንግዲህ በጣም የሚያስጠላ ነገር ነው። ከዛ በተጨማሪ ደግሞ ገንዘብ ማውጣት አለብኝ ማለት ነው። ስለዚህ ያደረ ምግብ በልቼ ገንዘብ የማወጣ ከሆነ የምታመም ከሆነ የምትሰቃይ ከሆነ ብዙ ጥቅም የለውም ማለት ነው። ስለዚህ ምን ምንድነው ማድረግ ያለብን? ብለን የተረፈ ምግብ መመገብ የለብንም ምክንያቱም መጀመሪያ በአግባቡ ለክተን ማቅረብ አለብን የምንመገበውን ምግብ ያህል ለክተን ወይም ደግሞ ከተረፈ ወይም ደግሞ ካነሰ መጨመር ይቻላል እንጂ ከተረፈን ያን ምግብ መመገብ የለበትም የለብንም ማለት ነው። ምክንያቱም ያንን ምግብ የምንመገብ ከሆነ በሽተኛ ስለምንሆን ያንን መመገብ የምንመገብ ከሆነ የተለያዩ ወጪዎችን ልናወጣ ስለምንችል ያንን ነገር እንግዲህ መመገብ የለብንም ማለት ነው። ከዛ በተጨማሪ እንግዲህ የቀረ ምግብ ትበላለህ ወይ ለሚለው? ጥያቄው አዎ እበላለሁ አልበላም አልበላም ምክንያቱም በሽታ ይይዘኛል።

እሺ በአካባቢው ድልድይ አለው? የሚል ጥያቄ ነው የደረሰኝ እንግዲህ በአካባቢው አዎ ብዙ ድልድዮች አሉ። እንግዲህ ድልድይ ማለት ነው ማለት ነው መጀመሪያ ድልድይ ለምን የጠቅማል ድልድይ ለምን አስፈለገ፣ ለምን ይሰራል የት ጋር ሲሰራ የሚለውን እንግዲህ በዚሁ ለማየት እሞክራለን እንግዲህ በአካባቢው ድልድይ አለ ወይ? የሚለው ጥያቄ አዎ፣ በአካባቢው ላይ ድልድይ አለ እንግዲህ ድልድይ ማለት ምን ማለት ነው መጀመሪያ ስንል እንግዲህ ውሃ ሊሆን ይችላል፣ የተለያዩ ጉድጓዶች ሊሆን ይችላሉ ከነዛ መሸጋገሪያ ማለት ነው። እንግዲህ የሰው ልጅ ጉድጓድ ውስጥ መግባት የለበትም፣ ውሃ ውስጥ መግባት የለበትም ስለዚህ እዛ ጉድጓድ ውስጥ ከገባ ሊጎዳ ይችላል፣ ሊሰበር ይችላል ወይም ሊቋሰር ይችላል ከዛ በተጨማሪ እንግዲህ ውሃ ውስጥ ከገባ አታፍኖ ሊሞት ይችላል። ስለዚህ እነዛን ነገሮችን ለማስወገድ እነዛን ነገሮችን ለማስቀረት፣ ለመቅረፍ እነዛን ነገሮችን የተለያዩ ድልድዮችን ወይም ደግሞ የተለያዩ መሸጋገሪያዎችን መስራት አለብን ማለት ነው። እንግዲህ እነዛን ስናደርግ በተለያዩ ነገሮች ልንሰራው እንችላለን ድልድይን አንደኛ በብረቶች ልንሰራው እንችላለን። የተለያዩ ብረቶችን ድልድዩ ላይ ወይም ደግሞ ገደሉ ላይ በማጋደም ወይም ደግሞ ውሃውን ዳር እና ዳር ላይ በማጋደም ወይም ደግሞ የተለያዩ ዛፎችን በመቁረጥ እዛ ላይ በማጋደም ወይ ደግሞ በሸክላ ወይም ደግሞ በግንብ በመስራት የተለያዩ ድልድዮችን ወይም ደግሞ በአስፋልት መስራት የተለያዩ ድልድዮችን እናቋቁማለን። ከዛ በተጨማሪ እንግዲህ ድልድዮችን እንደዛ አድርገን እንሰራቸዋለን ማለት ነው። እንግዲህ እነዛን ደልድዮች መስራታችን ምንድነው ጠቅሙ ሲባል እንግዲህ እነዛ ድልድዮች ካሉ እነዛ ድልድዮች ከተሰሩ የተለያዩ መኪናዎች ሆነ የተለያዩ ሰዎች በዛ አቋርጠው ይሄዳሉ ማለት ነው። ስለዚህ አንደኛ አቋራጭ መንገድን ለመፈለግ ነው። እንግዲህ የተለያዩ ሩቅ መንገዶችን በተዘዋዋሪ ከመሄድ ይልቅ የተለያዩ መንገዶችን ወይም የተለያዩ ሀገሮች ላይ በተለየ አቋራጭ ወይም ደግሞ በረጅም አቋራጭ ከመሄድ ይልቅ በአጭር አቋራጭ ድልድይን ሰርቶ በአቋራጭ መሄድ ይቀላል ማለት ነው። ስለዚህ አንደኛው ጥቅሙ ሀገርን ወይም ደግሞ መንገድን ለማቅረብ ነው ማለት ነው። ስለዚህ በአጭር በአቋራጭ ወይም ደግሞ በአጭር መንገድ ለመሄድ ድርድዮች ያስፈልጋሉ ማለት ነው። ስለዚህም እነዛ ድርድዮች ይሰራሉ ማለት ነው። ከዛ በተጨማሪ እንግዲህ ድልድዮች የሚሰሩት ለምንድነው ቢባል እንግዲህ ድልድዮች የተለያዩ ጉድጓዶችን ለመዘው ለማለፍ ነው። ስለዚህ የተለያየ ጉድጓድ ሊኖር ይችላል። በተለያዩ ምክንያቶች የተፈጠሩ የተፈጠሩ ጉድጓዶች ሊኖሩ ይችላሉ እነዛን ጉድጓዶች ለማለፍ እነዛን ጉድጓዶች ውስጥ ላለመግባት እነዛን በቀላሉ ለማለፍ እንግዲህ የተለያዩ ድርድዮች ይሰራሉ። መኪኖች እዛ ውስጥ እንዳይገቡ የመኪኖች የተለያየ ጉድጓዶች ውስጥ እንዳይገቡ የሰው ልጆች እንግዲህ በጨለማ ሲሄዱም ሆነ በድንገት ወደዛ እንዳይወድቁ ወይም ደግሞ እንዳይሆኑ እነዛ ድልድዮች ይሰራሉ ማለት ነው። ከዛ በተጨማሪ እንግዲህ ድልድዮች ወንዞች አካባቢ ያሎችባቸው ላይ ሊሰሩ ይችላሉ። እንግዲህ ወንዞች ይሞላሉ ወንዞች ደግሞ ሲሞሉ የሰው ልጆች ወይም ደግሞ ንብረትን ሊያወድሙ ይችላሉ ስለዚህ እነዛን ነገሮችን ለማስቀረት እነዛን ነገሮች ለመቅረፍ የተለያዩ ድልድዮች ይሰራሉ ማለት ነው። እንግዲህ እነዛን ድልድዮች እንሰራ እና የሰው ልጆች ወደ ባህር ውስጥ እንዳይገቡ ደግሞ ወደ ውሃ ውስጥ እንዳይገቡ እናደርጋለን ማለት ነው። ስለዚህ በአካባቢው ድልድይ አለ ወይ? ለሚለው ጥርቄ አዎ፣ በአካባቢያችን ብዙ ድልድይዎች አሉ። ከነዛም ውስጥ እንግዲህ ብዙ ድልድዮች የግብ ድልድዮች አሉ። መኪኖች የሚተላለፉባቸው ወይም ደግሞ የተለያዩ ተሽካርካሪዎች የሚያልፉባቸው ድልድዮች አሉ እነዛም መኪናዎች እንዳይጎዱ፣ መኪናዎች ወደ ገዳር እንዳይገቡ የሚሰሩት ድርጊት ናቸው። ከዛ በተጨማሪ እንግዲህ የሰው ልጆች የሚሸጋገሩባቸው ወይም ደግሞ ትንንሽ ድልድዮች አሉ በእንጨት ላይ የተሰሩ ሊሆን ይችላል ወይም ደግሞ በብረት ቅርብ የሆኑ ድልድዮች ሊኖሩ ይችላል። እነዛን እንግዲህ ለሰው ልጆች መሸጋገሪያ ወይም ደግሞ ለሰው ልጆች መረማመጃ ተብሎ የተሰሩ ድልድዮች ናቸው ማለት ነው። ስለዚህ እነዚህ ድርድዮች ምንድነው ጥቅማቸው ብንል እነዚህ ድርድዮች ምንድነው ጥቅማቸው ብንል እንግዲህ የሰዎች ልጆች እንዳይጎዱ የሰዎች ልጆች እንዳይጎ እንዳይወድቁ እንዳይሰበሩ የተለያዩ ጉድጓዶች ላይ ገብተው የተለያዩ ውሃዎች ላይ ገብቶ እንዳይሞቱ የተለያዩ ሀይቆች ላይ ሰምተው እንዳይሞቱ እንግዲህ የተለያዩ አውሬዎች እንዳይበሏቸው እንግዲህ የተለያዩ ነገሮች እንዳይደርሱባቸው እንግዲህ ድልድዮች ይሰራሉ ማለት ነው። እንግዲህ እነዛ ድልድዮች ይሰራሉ። እነዛ ድልድዮ ከተሰሩ በኋላ እንግዲህ በጥንቃቄ ልንይዛቸው ይገባል ማለት ነው። ምክንያቱም እነዛ ድርድዮችን በአላግባብ የምንጠቀምባቸው ከሆነ ወይም ደግሞ የምንሰብራቸው የምናወድማቸው ከሆነ ሌላ ውጪ ያስወጣናል ማለት ነው ምክንያቱም እነዛን ድልድዮች ከእንደገና መስራት ይኖሩብናል ማለት ነው ምክንያቱም ያ ጉድጓድ ወይም ደግሞ ያውሃ በዛ ማሳለፍ አይችሉም። ሰዎችን ወይም መኪኖችን በዛ ማለፍ ስለማይችሉ እነዛን ድልድዮችን ከእንደገና መስራት አለብን ማለት ነው። እነዛን ድልድዮች ከእንደገና የምንሰራ ከሆነ ብዙ ወጪዎችን ይጠይቃሉ ማለት ነው ስለዚህ አንደኛ ወጪን ለመቆጠብ፣ ሁለተኛ ደግሞ ጊዜን ለመቆጠብ እነዛን ድልድዮችን በእንክብካቤ መያዝ ይጠበቅብናል ነው ስለዚህ በአካባቢው ድልድይ አለ ወይ? ለሚለው ጥያቄ አዎ፣ በአካባቢው ድልድዮች አሉ እነዛ ድልድዮች እንግዲህ ብዙ ጥቅሞች አሏቸው ከነዛ ውስጥ እንግዲህ ሰዎችን ለማዣገር፣ ንብረቶችን ለማሻገር፣ መኪኖችን ለማሻገር ይጠቅማል።

እሺ እንግዲህ ስንት ትራስ ትጠቀማለህ ለሚለው ጥያቄ እንግዲህ ትራስ ማለት ነው ማለት ነው ትራስ ለምን ይጠቅማል ትራስ ባንጠቀም ምን እንሆናለን የሚሉትን ጥያቄዎች በዚህ ለማየት እንሞክራለን። እንግዲህ ትራስ ማለት እንግዲህ የሰዎች ልጆች በሚተኙበት ጊዜ የሰው ልጆች ወይም ደግሞ በሚቀመጡበት ጊዜ። ሊደገፉበት የሚችሉትት ወይም ደግሞ ለራሳቸው ትራስ ወይም ደግሞ ከጨርቅ የተሰራ ወይም ደግሞ ከስፖንጅ የተሰራ በጨርቅ ተሸፍኖ ወይም ደግሞ በትራስ ልብስ ተሸፍኖ ለሰዎች የትራስነት ወይም ደግሞ ለአንገታቸው ወይም ደግሞ አንገታቸው እንዳይሰበር ወይም ደግሞ የተለያዩ ጎናቸውን ለመደገፍ የሚጠቀሙበት እንግዲህ ትራስ ይባላል ማለት ነው። ያ ትራስ እንግዲህ የሚሰራው ከስፖንጅ ሊሆን ይችላል ከተለያዩ ጨርቆች ሊሆን ይችላል ማለት ነው ስለዚህ ያን ትራስ እንግዲህ የምንጠቀመው ለብዙ ነገሮች ነው። አንደኛ ቁጭ ስንል በእጃችን ልንዘው እንችላለን ወይም ደግሞ ወገባችን ልንደገፍበት እንችላለን ከዛ በተጨማሪ እንግዲህ አልጋችን ላይ እንግዲህ ራሳችንን የምንተራስበት ወይም ደግሞ ስንተኛ የምንጠቀምበት ነገር ነው ማለት ነው። ስለዚህ የት ራስ ብዙ ጥቅሞች አሉት ማለት ነው። እነዛ ጥቅሞች ምንድን ናቸው? እንግዲህ ስምንተራስ እንግዲህ ምን ጥቅም አለው ማለት? የሰዎች ልጆች ጤናማ እንቅልፍ እንዲተኛ የሰዎች ልጆች ጥሩ እንቅልፍን እንዲወስዳቸው ትራስ ያስፈልጋቸዋል ማለት ነው። እንግዲህ ትራስ ካላቸው አንገታቸው አይታጣፍም አንገታቸው አይቆላመም ማለት ነው። ስለዚህ ትራስ የሚኖረን ከሆነ ትራስ ያለን ከሆነ አንገታችን አይሰበርም ማለት ነው። ስለዚህ አንገታችን በስርዓት እንድተኛ ጥሩ እንቅልፍ እንድተኛ የተለየ እንቅልፍ እንድተኛ ትራስ ያስፈልገናል ማለት ነው። እንግዲህ ያን ትራስ በአግባቡ አስተካክለን በአግባቡ ከተኛንበት የሰዎች ልጆች አያንኮራፉም ማለት ነው። ምክንያቱም የሰዎች ልጆች ተረብ አትኛኝቱ ካልተማቻቸው ወይም ደግሞ የሚተኙበት ሁኔታ ካልተመቻቸው ያንኮራፋሉ ማለት ነው። ስለዚህ ያን ማንኮራፋት እንዲቀርላቸው ወይም ደግሞ ትራሱ በደንብ እንዲመቻችላቸው በደንብ ትራስ ያስፈልጋቸዋል ማለት ነው። ስለዚህ ያን ትራስ ተንትረሰው ያን ትራስ ተጥቅመው የሚተኙ ከሆነ ወይም ደግሞ ያን ትራስ ተጠቅመው የሚያድሩ ከሆነ አያንኮራፉም ማለት ነው። ስለዚህ ጤነኛን እንቅልፍ ይተኛሉ ጤነኛ እንቅልፍ ለመተኛት እንግዲህ ትራስ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ትራስ ምንድነው ጥቅሙ ብንል? ፊልም ስናይ የሆነ የተለያዩ ድራማዎችን የተለያዩ ነገሮችን ስናይ ወይም ደግሞ ቤተሰቦቻችን ላይ ቁጭ ብለን የተለያዩ ጨዋታዎችን ስንጫወት የተለያዩ ነገሮችን ስናደርግ እንግዲህ ትራሶችን ይዘን ወይም ደግሞ አቅፈን ወይም ደግሞ በጎናችን ተንተረሰን ወይም ደግሞ ተደግፈን በአጭር ልንቀመጥ እንችላለን። ስለዚህ እነዛ ትራሶች ብዙ ጥቅሞች አሏቸው። ከዛ በተጨማሪ እንግዲህ ትራሶች ምን ይጠቅማሉ? ብንል እንግዲህ። ለልጆቻችን ወይም ደግሞ ለህፃናት እንዳይወድቁ ከአልጋ ወድቀው እንዳይሰበሩ ወይም ደግሞ እንዳይጎዱብን በዳር በዳር አድርገን ልናስቀምጣቸው እንችላለን ማለት ነው። ምክንያቱም በዳር ትራሶችን የምናደርግ ከሆነ ተንከባሎ ወደ አልጋ ወደ መሬት ሊወድቁብን አይችሉም ማለት ነው። ስለዚህ አንደኛ ለትራስነት ወይም ደግሞ ጥሩ እንቅልፍን ለመተኛት ወይም ደግሞ የተሻለ እንቅልፍን እንዲወስደን ጤናማ እንቅልፍን ለመተኛት እንጠቀምበታለን። ሁለተኛ ደግሞ ስንቀመጥ እንኳን ስንጋደም ለጎናችን ወይም ደግሞ ለልንይዛቸው የምንችለው ወይም ደግሞ ለወገባችን መደገፊያነት የምንጠቀማቸው ሊሆኑ ይችላሉ። ከዛ በተጨማሪ እንግዲህ ህፃናቶች ወይም ደግሞ ትንንሽ ልጆች እንዳይወድቁብን ከአልጋ ወይም ደግሞ ከፍራሽ ትንከባለው እንዳይወድቁብን ልንደግፍባቸው ወይም ደግሞ ልናስደግፍባቸው የምንችላቸው የትራስ አይነቶች ማለት ነው። ስለዚህ ይሄ እነዚህ ጥቅማቸው ናቸው ማለት ነው። ከዛ በተጨማሪ እንግዲህ ትራስ አንዳንድ ጊዜ አለመጠቀም ጥሩ ነው። ምክንያቱም የሰው ልጅ አቋሙን እንዲስተካከል ወይም ደግሞ ጥሩ አቋም እንዲኖረው ወይም ደግሞ ጥሩ አቋም እንዲኖረው እንግዲህ ትራሶችን ባይጠቀም እና ቀጥ ብሎ ቢተኛ መልካም ይሆናል ማለት ነው። ምክንያቱም የተለያዩ ትራሶችን የምንጠቀም ከሆነ ሰውነታችን ሊተጣጠፍ ስለሚችል አንቀታችን ሊታጠፍ ይችላል ወይም ደግሞ ወገባችንን ሊታጠፍ ስለሚችል ትራሶችን ሳንጠቀም ዝም ብለን ብንተኛ ብዙ ጥቅሞችን እናገኛለን። እነዛ ምንድን ናቸው? እንግዲህ ትራሶችን ሳንጠቀም የምንተኛ ከሆነ ጥሩ አቋም ሊኖረን ይችላል ጥሩ የሰውነት አካል ወይም ደግሞ የ የአካል ብቃት ይኖረናል ማለት ነው። እንግዲህ ስፖርተኛ ከሆነን ለስፖርተኞች እንግዲህ ትራስ አይመክርም ምክንያቱም ወገባቸው እንዳይጎብጥ ወገባቸው እንዳይሰበር ያደርጋል ማለት ነው። ስለዚህ የትራስ አንዱ ጉዳቱ ምንድነው ቢባል እንግዲህ ወገብን የማጎበጥ ሁኔታ አለው ማለት ነው። ስለዚህ ያንን ትራስ በአግባብ ወይም ደግሞ ትንሽ ቀጭን ትራስ ብንጠቀም አሪፍ ይሆናል ብዬ አስባለሁ። ወይም ደግሞ በተለየ በምንተኛበት ሰዓት ሳይሆን በምንቀመጥበት ሰዓት እና ለልጆቻችን መደገፊያ ብቻ ብንጠቀምበት አሪፍ ይሆናል ብዬ አስባለሁ ማለት ነው። ስለዚህ ስንት ትራስ ትጠቀማለህ ለሚለው ጥያቄ። እኔ አንድ ትራስ ወይም ደግሞ ሁለት ትራስ እጠቀማለሁ እነዛን ትራሶች እንግዲህ አንደኛው በጎኔ ሊሆን ይችላል አንደኛው በራሴ ሊሆን ይችላል እንደዛ እያረረኩኝ እንግዲህ እጠቀምበታለሁ ማለት ነው። ስለዚህ ትራሶች ብዙ ጥቅም አላቸው። እነዛን ጥቅሞች ለማግኘት እጠቀምባቸዋለሁ

አዎ አስተያየት መቀበል እወዳለሁ እንግዲህ አስተያየት መቀበል ብዙ ጥቅሞች አሉት አስተያየት መቀበል ብዙ ጥቅሞች አሉት እነዛን ጥቅሞች ምንድን ናቸው የሚሉትን እናያለን አስተያየት ማለት ምን ማለት ነው የሚለውን እናያለን አስተያየት አለመቀበልስ ምን ጉዳቶች አሉት የሚሉት እንግዲህ ለማየት እንሞክራለን ማለት ነው ስለዚህ አስተያየት ማለት እንግዲህ አስተያየት ብዙ አይነት አስተያየት አለ አስተያየትም ለበስንት አይነት አስተያየት አለ የሚለውንም በዚሁ እናያለን አስተያየት እንግዲህ ብዙ ሰዎች ወይም ደግሞ ደንበኞቻችን ወይም ደግሞ የስራ ባልደረቦችን ሊሆን ይችላል ወይም ደግሞ አለቃችን ስለኛ ስራ ወይም ደግሞ ማህበረሰባችን ስለኛ ስራ ወይም ደግሞ ስለኛ አገልግሎት ያለው አስተያየት ወይም ደግሞ አመለካከት ሊሆን ይችላል ማለት ነው እንግዲህ ያን ሀሳብ የሚያቀርብልን ሰው አስተያየት ሰጭ ይባላል እንግዲህ አስተያየት መቀበል ያስፈልጋል ማለት ነው እንግዲህ አስተያየት መቀበል ትወዳለህ ወይ? ለሚለው ጥያቄ አስተያየት መቀበል እወዳለሁ አስተያየት ማለት እንግዲህ ሰዎች የሚሰጡን አመለካከት ማለት ነው እንግዲህ አስተያየት ማለት ሰዎች ያላቸውን ሀሳብ ያላቸውን ስለ አገልግሎቱ ሊሆን ይችላል ስለ እቃው ሊሆን ይችላል ስለ ተግባራችን ሊሆን ይችላል ስለሁኔታው ሁሉ አስተያየት ሊሰጡ ይችላሉ እንግዲህ ማለት ነው ስለዚህ ያ አስተያየት ይባላል ማለት ያላቸው አመለካታዊ ያላቸው ተግባር ያላቸው ለእኛ ለሚሰጡን ምላሽ እንግዲህ አስተያየት ይባላል ማለት ነው ስለዚህ ይህን አስተያየት መቀበል ትወዳለህ ወይ? ለሚለው ጥያቄ እንግዲህ አስተያየት መቀበል እወዳለሁ እንግዲህ አስተያየት መቀበል ምንድነው ጥቅሙ ቢባል እንግዲህ አስተያየት መቀበል የተለያዩ ጥቅሞች አሉት ከነዛም ውስጥ እንግዲህ አንደኛው እንግዲህ እኛ እቃን የምናመርት ከሆነ ምን ጥቅም ይሰጠናል ብንል እንግዲህ አስተያየት የምንቀበል ከሆነ የተለያዩ ጥቅሞችን እናገኛለን ከነዛም ውስጥ እንግዲህ አስተያየትን የምንቀበል ከሆነ ምርቶቻችንን የበለጠ ማሳደግ እንችላለን ምክንያቱም የተለያዩ አስተያየቶችን በመቀበል የተለያዩ ሀሳቦችን በመቀበል እነዛን ነገሮች በማሻሻል እነዛን ነገሮችን የተሻለ ነገር ላይ በማድረግ የተሻለ ምርትን የተሻለ የተሻለ አስተሳሰብን በመያዝ የተለያዩ ሀሳቦችን በመተግበር እነዛን በማስተካከል የተሰጠንን አስተያየት በማስተካከል ምርቶቻችንን በማሳደግ የተለየ ትርፍ የተሻለ ምርት እና የተሻለ ምርጥ ትርፍን ማግኘት እንችላለን ማለት ነው ስለዚህ አስተያየት መቀበል አንደኛው ጥቅሙ ትርፋማናትን ለማሳደግ ወይም ደግሞ ውጤታማነ ውጤታማ ለመሆን ነው ማለት ነው ስለዚህ ከዛ በተጨማሪ ደግሞ አስተያየትን መቀበል ምንድነው ደግሞ ብንል አስተያየትን የምንቀበል ከሆነ የተለያዩ ደንበኞችን ወደ እኛ መሳብ እንችላለን ማለት ነው ምክንያቱም አስተያየት የሚሰጠን ሰው ራሱ አስተያየቱን የማናስተካክል ከሆነ አስተያየቱን የማን የማንተገብርለት ከሆነ ወደ ሌላ ምርት ሊሄድብን ይችላል ማለት ስለዚህ የኛን ምርት አስጠብቀን ለመቀጠል ወይም ደግሞ በደንበኞቻችን ዘንድ ተወዳጅና ተከባሪው ወይም ደግሞ ተመራጭ ለመሆን የሰዎችን አስተያየት በአግባቡ መቀበል እና መተግበር ያስፈልጋል ማለት ነው ነገር ግን የሰዎችን አስተያየት ተቀብለን ብቻ የማን ተገብረው ከሆነ ጥቅም የለውም ማለት ነው ስለዚህ የሰዎችን አስተያየት በአግባቡ ተቀብለን ወደተሻለ ነገር የተሻለ ሀሳብን ይዘን በዛ አመዛዝነን የተሻለ ትርፍን የተሻለ እውቀትን የተሻለ ነገርም ማድረግ እንችላለን ማለት ነው ስለዚህ ሁለተኛ ጠቅሞ የሰዎችን ወይም ደግሞ ደንበኞችን ወደ እኛ ለመሳብ ነው ማለት ነው ከዛ በተጨማሪ እንግዲህ አስተያየት መቀበል ምንድነው ጥቅሙ ብንል እንግዲህ አስተያየት የምንቀበል ከሆነ በሰዎች ዘንድ ተወዳጅ እንሆናለን እንግዲህ በማህበረሰባችን ዘንድ ወይም ደግሞ በደንበኞቻችን ዘንድ ወይም ደግሞ በስራ አጋሮቻችን ዘንድ አስተያየትን የምንቀበል ከሆነ ተወዳጅ ተከባሪና ተፈቃሪ እንሆናለን ማለት ነው ስለዚህ ያንን ለማግኘት በሰዎች ዘንድ ተወዳጅ ለመሆን ተፈቃሪና ተከባሪ ለመሆን በሰዎች ዘንድ ያንን ለማግኘት እንግዲህ አስተያየትን መቀበል አለብን ማለት ነው አስተያየትን መቀበል ስራዬ ብቻ ሳይሆን የተሰጠንን አስተያየት ተግባር ላይ ማዋል ያስፈልገናል እና እንግዲህ ያን ነገር የምናደርግ ከሆነ ጥሩ ስብእና እና ጥሩ ተግባር ይኖረናል ማለት ነው ከዛ በተጨማሪ እንግዲህ አስተያየት መቀበል እንዴትስ እንቀበላለን የሚለውን ጥያቄ እንግዲህ ስናያ አስተያየቶችን ልንቀበል የምንችለው እንግዲህ የተለያዩ መጠየቆችን የተለያዩ ሀሳቦችን ለደንበኞቻችን ለአጋሮቻችን ማጋራት ይኖርብናል ማለት ነው እንግዲህ የተለያዩ ሀሳቦችን እንዴት ነው ስራችን ስራችን አሪፍ ነው ወይ አገልግሎታችን ጥሩ ነው ወይ በሚል የሚሉትን ጥያቄዎች እንግዲህ ለደንበኞቻችን እዛው ማቅረብ አለብን ነው የዛን ጊዜ የተለያየ ውስጥ ህይወቶችን ይሰጡና ያን አስተያየት እንግዲህ ተቀበለን ወደ ስራ መግባት ይጠበቅብናል ማለት ነው እንግዲህ ያንን አስተያየት የምንጠገብረው ከሆነ ያንን አስተያየት የምንሰጥ ከሆነ ያንን አስተያየት የምናደርግ ከሆነ እንግዲህ ብዙ ተግባራት ብዙ ሽልማቶችም ብዙ ትርፎችን እናገኛለን ማለት ነው እንግዲህ የኛ ሽልማት ትርፋችን የኛ ሽልማት ውጤታማነታችን እኛ ሽልማት እውቀታችን ነው ማለት ስለዚህ ያንን እውቀት ያንን ሽልማት ያንን ውጤታማነት ለማግኘት የሰዎችን አስተያየት መቀበል የሰዎችን አስተያየት መተግበር ያስፈልጋል ማለት ነው ስለዚህ አስተያየትን መቀበል ትወዳለህ ወይ? ለሚለው ጥያቄ አዎ አስተያየትን መቀበል እወዳለሁ ምክንያቱም የተለያዩ ተግባራት

እሺ በፍም ማብሰል ታውቃለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ በፍም ማብሰል መጀመሪያ ፍም ማለት ምን ማለት ነው፣ በፍም ማብሰል እንዴት ይቻላል፣ በፍም ማብሰል ይቻላል ወይ፣ በፍም ማብሰል ምንድነው ጥቅሙ የሚሉትን እንግዲህ በዚሁ አያይዘን ለማውራት እንሞክራለን። እንግዲህ ፍብ ማለት የተለያዩ እንጨቶችን የተለያዩ የተለያዩ ዛፎችን ቆርጠን የተለያዩ እንጨቶችን አንድ ላይ አድርገን ከዛ ፈልጠን እነዛን እሳት እናቀጣጥላቸዋለን ማለት ነው። እንግዲህ እነዛን እሳት ካቀጣጠልናቸው በኋላ እንጨቶችን እሳት ካያያዝናቸው በኋላ እንጠብቀዋለን ያ ነዶ አልቆ ፍም ይወርዳል ማለት ነው፣ ወይም ደግሞ ምንጨቱ ፍም ይሆናል በጣም እሳት ይሆናል ማለት ነው፣ ያ ያ እንግዲህ የተለያዩ ምግቦችን የተለያዩ የታደኑ እንስሳትን ሊሆን ይችላል ወይም ደግሞ የተለያዩ ምግቦችን ወይም ደግሞ ስጋዎችን ሊሆን ይችላል እዛ ላይ በማንጠብጠል እንጠብሳቸዋለን ማለት ነው። እንግዲህ ያንን ነገር እየጠበስን ያንን ነገር እያገላበጥን፣ እየጠበስን የተለያዩ ዘይቶችን፣ የተለያዩ ቅመም አቅሞችን እዛ ላይ እያደረግን እንግዲህ በስርዓት እንጠብሰዋለን ማለት ነው ያን እንግዲህ ስናደርግ እንግዲህ ፍም ላይ ጠበስን ይባላል። እንግዲህ ፍም የሚባለው በእንጨቶች እንጨቶች ላይ የሚያወጣው ፍም ወይም ደግሞ በእሳት ሲቃጠሉ የሚወጣው ፍሙ ያ እንጨ ፍም ይባላል ማለት ነው ስለዚህ ያንን እንግዲህ እዛ ላይ እያገላበጥን የተለያዩ ስጋዎችን የተለያዩ ተክሎችን ሊሆን ይችላል፣ ፍራፍሬዎችን እዛ ላይ እየጠበስን ልንመገብ እንችላለን ማለት ነው። እንግዲህ በፍም ማብሰል ታውቃለህ ወይ ለሚለው ጥያቄ አዎ በፍም ማብሰል አውቃለሁ ምክንያቱም እኔ በጫካዎች ለተወሰኑ ጊዜ ኖሬ ነበር እዛን ጊዜ እንግዲህ ስኖር እየተለያዩ እንስሳትን እያደንኩኝ፣ የተለያዩ እጽዋትን እየቆረጥኩኝ እንግዲህ ፍም ላይ በማድረግ የተለያዩ ምግቦችን እመገብ ነበር ማለት ነው። እንግዲህ የተለያዩ እንስሳትን አመጣና አርዳቸዋለሁ ከዛ በኋላ እነዛን አርጄ የተለያየ ስጋዎችን አወጣና እነዛን ስጋዎች እንግዲህ እሳት ላይ አደርጋቸዋለሁ ማለት ነው ያ ፍሙ ላይ ሳደርጋቸው ይበስላሉ ማለት ነው ከዛ የተለያዩ ጥቅመማ ቅመሞችን እዛ ላይ አደርግና እጨምርበትና ከዛ ለመብልነት ይውላል ማለት ነው። እንግዲህ አንደኛ በፍም ማብሰል ምንድነው ጥቅሙ ብንል እንግዲህ የተለያዩ ጥቅሞች አሉት ከነዛም ዉስጥ እንግዲህ አንደኛው በፍም ማብሰል ለምግብነት ይውላል ማለት ነው። እንግዲህ የተለያዩ ምግቦችን ለማብሰል የተለያዩ ፍራፍሬዎችን ለማብሰል እንግዲህ በፍም እናበስላለን ማለት ነው። ከዛ በተጨማሪ እንግዲህ በፍም ማብሰል ምንድነው ጥቅሙ ብንል እንግዲህ ለተለያዩ ገቢዎች ልናዋላቸው እንችላለን። እንግዲህ የመንገድ መንገድ ላይ የሚሸጡ ነገሮች አሉ መንገድ ላይ የሚበሉ የመንገድ ምግቦች አሉ እነዛ ምግቦች እንግዲህ በፍም ይበስራሉ ለምሳሌ በቆሎ አለ በቆሎ እንግዲህ በፍም ነው የሚበስለው። በቆሎ በሀገራችን ላይ በጣም ታዋቂ ምግብ ነው ያ ምግብ እንግዲህ ለብዙ ነገር ይሆናል ከዛ በተጨማሪ እንግዲህ በፍም የሚበስል ምግብ ነው እንግዲህ በቆሎዉን እናመጣና ፍም ላይ እናደርገዋለን፣ ማንደጃ ላይ አድርገን ፍም ላይ ስናደርገው ያ እንግዲህ እያገላበጥን እያበሰልን እንጠብሰዋለን ማለት ነው፣ ያ ጠብሰን እንግዲህ እየፈለፈልን እንበለዋለን ማለት ነው ስለዚህ አንዱ በፍም የሚጠበስ በቆሎ ነው ማለት ነው እንግዲህ በቆሎ በፍም ይጠበሳል ከዛ በተጨማሪ እንግዲህ በ የተለያዩ ምግቦችን የተለያዩ መጠጦችን ፍም ላይ አድርገን ማብሰል እንችላለን ማለት ነው ስለዚህ እነዛን ነገሮች እንግዲህ ለማብሰል ፍም ያስፈልገናል። ፍም የሚገኘው እንግዲህ ከተለያዩ ዛፎች ላይ ዛፎችን በእሰት በማቃጠል ነው ማለት ነው ስለዚህ ያንን በማድረግ የተለያዩ ጥቅሞችን ማግኘት እንችላልን፤ አንደኛ የተለያዩ የሚሸጡ ነገሮችን ማብሰል እንችላለን እንግዲህ የመንገድ ምግቦች አሉ እነዛ የመንገድ ምግቦችን ስንሸጣቸው በመንገድ የሚያርፉ ሰዎች ይገዙናል ማለት ነው ስለዚህ ከነዛ የገቢ ምንጭ ማግኘት እንችላለን ማለት ነው፣ ከዛ የተለያዩ ብሮችን፣ የተለያዩ ገንዘቦችን መስራት እንችላለን ስለዚህ ህይወታችንን የምናስተዳድርበት ወይም ደግሞ ቤተሰቦችን የምናስተዳድርበት ከዛም አልፎ ደግሞ ለማህበረሰቦችም የስራ እድል የምንፈጥርበት መንገድ ነው ማለት ነው፣ ስለዚህ የተለያዩ ምግቦችን በማብሰል፣ የተለያዩ ተክሎችን ወይም ደግሞ ፍራፍሬዎችን ወይም ደግሞ አዝርትን በማብሰል ለመግብነት እናውላቸዋለን ማለት ነው፣ ስለዚህ አንድም ለመሸጥ እናዉላቸዋለን፣ ከዛ የተለያዩ ገንዘቦችን እንሰራበታለን ማለት ነው። ስለዚህ በፍም ማብሰል ጥቅሙ የተለያዩ ገንዘቦችን ለመስራት፣ አንድም የተለያዩ ምግቦችን ለማብሰል ነው ማለት ነው ስለዚህ በፍም ማብሰል ታውቃለህ ወይ ለሚለው ጥያቄ አዎ በፍማ ማብሰል አውቃለሁ ምክንያቱም እነዛ በፍም ማብሰል ብዙ ጥቅሞች አሉት እነዛንም ሰርቼ ስለማውቅ በዛ በፍም ማብሰል ጥሩ ነው ማለት ነው ስለዚህ በፍም የምናበስላቸው ምግቦች እንደውም ከሌላው የተለየ በጣም የሚጣፍጡና ብሉኝ ብሉኝ የሚሉ አይነት ናቸው ስለዚህ እነዛን የፍም አይነቶች እጠቀምባቸዋለሁ ማለት ነው። ስለዚህ በፍም ማብሰል ታውቃለህ ወይ ለሚለው ጥያቄ አዎ በፍም ማብሰል አውቃለሁ። እነዛ በፍም የሚበስሉ ነገሮች ለምሳሌ በቆሎ በፍም ሊበስል ይችላል ከዛ በተጨማሪ ደግሞ ስጋዎች የተለያዩ ስጋዎች ታድነው ወይም ደግሞ የተለያዩ እንስሳ ታርደው እነዛ የእንስሳ ተዋጽኦ የሆኑ ነገሮች በፍም ይበስራሉ ማለት ነው ወተትም በፍም ይበስላል፣ እንቁላልም በፍም ሊበስል ይችላል ማለት ነው፣ ከዛ በተጨማሪ የተለያዩ ዶሮዎችን እንግዲህ ልንጠብሳቸው እንችላለን ማለት ነው። እነዛን ዶሮች ስንጠብሳቸው እንግዲህ በፍም በ

እሺ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ከስራ ደባል ባልደረቦች የስራ ደባል ደረቦች ማለት ነው ማለት ነው የስራ ባልደረቦች ጋር ግንኙነቱ ጥሩ ከሆነ ምን ይጠቅማል የስራ ባልደረቦች ጋር ግንኙነታችን ጥሩ ካልሆነ ምን ይጎዳናል የሚሉትን ጥያቄዎች እንግዲህ በዚሁ አጋጣሚ ለማየት እንሞክራለን። እንግዲህ የስራ ባልደረቦች ማለት በስራ ቦታ ላይ የተለያዩ የስራ ጓደኞች ማለት ነው። እንግዲህ አብረን ስራ የምንሰራባቸው ሰዎች ወይም ደግሞ አብረን ስራ የሚሰሩ ግለሰቦች እነዛ እንግዲህ የስራ ባልደረቦች ይባላሉ። ለምሳሌ በስራ ዘርፍ ላይ የተለያዩ ሰዎች ሊኖሩ ይችላሉ ከጎናችን ተቀምጠው የተለያዩ ስራዎችን የሚሰሩ ወይም ደግሞ እንደኛ ተመሳሳይ ስራዎችን እየሰሩ አብረውን የሚውሉ ማለት ነው። እንግዲህ እነዛ የስራ ባልደረቦች በመባል ይታወቃሉ ማለት ነው። እንግዲህ ከስራ ባልደረቦች ጋር ጥሩ ግንኙነት አለ ወይ የሚለው ለሚለው ጥያቄ እንግዲህ ከስራ ባልደረቦቼ ጋር አዎ ብዙ ጥሩ ግንኙነቶች አሉኝ። እንግዲህ ከእነሱ ጋር ጥሩ ግንኙነት መኖሩ ምንድነው ጥቅሙ? የሚለውን ብናይ እንግዲህ ከስራ ባልደረባችን ጋር ብዙ ጥሩ ግንኙነት መኖሩ ምንድነው ጥቅሙን ብለን ብናይ ለምሳሌ እንግዲህ ስራችን ቀልጣፋ እንዲሆን ያደርገናል የምንግባባ ከሆነ ጥሩ ግንኙነት ካለን ከእነሱ ጋር እንግዲህ ውጤታማ እንኖናለን ማለት ነው። እንግዲህ ቀልጣፋ ስራን ለማክናዋን ቀልጣፋ ስራን ለመተግበር ቀልጣፋ ስራን ለመስራት ጥሩ ግንኙነት ሊኖረን ይገባል። ማለት ምክንያቱም ጥሩ ግንኙነት ካልኖረን ጥሩ ግንኙነት የማይኖረን ከሆነ ከእነሱ ጋር ልንግባባ አንችልም ማለት ነው። ከእነሱ ጋር የምንጣላ ከሆነ ከእነሱ ጋር ልንፎካከር እንችላለን የምንፎካከር ከሆነ ደግሞ ጥሩ ስራ ላንሰራ እንችላለን ልንቀር እንችላለን ልናረፍድ እንችላለን ማለት ነው። ስለዚህ ከእነሱ ጋር ግን ጥሩ ግንኙነት ካለን ወደ ስራ መሄድ ራሱ በጣም ደስ ይለናል ስራችን በጉጉት እንጠብቀዋለን ስራችን ለመሄድ በጉጉት እናፍቃለን ማለት ነው። ስለዚህ ከስራ ባልደረቦች ጋር ጥሩ ግንኙነት ካለን አንደኛ ስራችን ቀልጣፋ ይሆናል ስራችን ቀልጣፋ የሚሆን ከሆነ ድርጅቱ ውጤታማ ይሆናል ማለት ነው። ስለዚህ ድርጅቱ ውጤታማ የሚሆን ከሆነ የኛም ስራ ሊያድግ ይችላል። ስለዚህ ድርጅቱ ውጤታማ ለማድረግ ድርጅቱን ትርፋማ ለማድረግ እኛ ቀጥታ ከደንበይ ከባልደረቦችን ጋር ጥሩ ግንኙነት ሊኖር የሚገባን ማለት ነው። እንግዲህ ባልደረቦች ሲባል እንግዲህ አልቃ አለቃችንን ሊጨምር ይችላል አለቃችንም ከእኛ ጋር እንግዲህ ጥሩ ግንኙነት ሊኖረው ይገባል ማለት ነው። ስለዚህ እኛም ሁላችንም አንድ ላይ ጥሩ ግንኙነት ካለን በግሩፕ የምንሰራ ከሆነ በአንድነት የምንሰራ ከሆነ አንደኛው ድርጅቱን ጥሩ ውጤታማ ልናደርገው እንችላለን ትርፋማ ልናደርገው እንችላለን ከዛ በተጨማሪ እንግዲህ ጥሩ ስራ የመስራት እድል ይኖረናል ማለት ነው። እንግዲህ ከዛም አልፎ ደግሞ በጥሩ ግንኙነት አለ ማለት ብዙ ህይወት በህይወታችን ላይ የሚፈጠሩ ችግሮችን በህይወታችን ላይ የሚመጡ ተግባራትን ተግዳሮቶችን ማስወድቅ ማስወገድ እንችላለን ማለት ነው። ስለዚህ እነዛን ስራዎች የምንሰራ ከሆነ በግን ጥሩ ግንኙነት ካለን ስለ እኔ ህይወት እኔ አማክረዋለሁ አንዱን ባልደረባዬን የማማክረው ከሆነ እሱ ስለራሱ ህይወት የሚያማክረኝ ከሆነ ብዙ ጥቅሞችን ልናገኝበት እንችላለን ማለት ነው። ምክንያቱም ከእነሱ ጋር በትብብር የምናደርግ ከሆነ ወይም ደግሞ የምንመካከር ከሆነ ስለ ህይወታችን ስለ ወደፊት የሚገጥሙን ፈተናዎች ስለ ወደፊት የምናደርጋቸው ነገሮች ስለ እቅዳችን የምንመካከር ከሆነ የምናወራ ከሆነ ብዙ ጥቅሞችን ብዙ ነገሮችን ማግኘት እንችላለን ማለት ነው። ስለዚህ እነዛ ነገሮችን ለማግኘት እነዛ ነገሮችን ለመተግበር እነዛ ነገሮችን ለማከናወን ብዙ ጥቅሞችን ብዙ ተግባራትን ማድረግ ያስፈልገናል ማለት ነው። ስለዚህ እነዛን ነገሮች ለማግኘት እንግዲህ ብዙ ከባልደረቦቻችን ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። ስለዚህ ባልደረቦቻችን ጋር ጥሩ ግንኙነት እንዲኖረን ከወዲሁ እኛ ጥሩ ሰው መሆን አለበት ማለት ነው። ጥሩ ሰው የምንኖነው እንዴት ነው? የሚባል እንግዲህ ጥሩ ሰው ለመሆን ብዙ ነገሮች ያስፈልጋለሁ ለምሳሌ ጥሩ አስተሳሰብ ያለ እንዲሆን ይገባል ጥሩ አመለካከት ያለን ሊኖር ሊሆን ይገባል ለሰዎች መልካም አስተሳሰብ ያለውን ሰው ሊሆን ገባ እንደዛ ካለን ለጓደኞቻችን የምናስብ ከሆነ ለጓደኞቻችን የምንራራ ከሆነ ለጓደኞቻችን የምን የምንቆረቆር ከሆነ በባልንጀሮቻችን ዘንድ ወይም ደግሞ በስራ ባልደረቦቻችን ዘንድ ተወዳጅነት እናገኛለን ማለት ነው። ስለዚህ ለነሱ የምናስብ ከሆነ ለነሱ የምን የምን የምን የምንቆረቆር ከሆነ ለነሱ የምናስብ ከሆነ እነሱ ጋር ጥሩ ግንኙነት ይኖረናል ማለት ነው። ስለዚህ ከራሳችን አልፈን ለሰው መጨነቅ ይኖርብናል ማለት ነው። ስለዚህ በከስረ ባልደረቦች ጋር ጥሩ ግንኙነት አለ ወይ ለሚለው ጥያቄ? አዎ ከስራ በልደረቦቼ ጋር ጥሩ ግንኙነት አለኝ ምክንያቱም የተለያዩ ጥቅሞችን ስለማገኝበት እነዛ ከነዛም ዉስጥ እንግዲህ በስራዬ ላይ እንግዲህ ጥሩ ስራን እንድሰራ የተሻለ ስራን እንድሰራ ስለሚያደርጉኝ አንድም የተለያየ ውጤትን ወይም ደግሞ ትርፋማነትን ለድርጅታችን ስለሚሰጡኝ ከእነሱ ጋር ጥሩ ግንኙነትን አደርጋለሁ ማለት ነው።

እሺ በበጋ ወቅት ምን ታደርጋለህ የሚል ጥያቄ ነው? የደርሰኝ እንግዲህ በበጋ ውስጥ በጋ ማለት ማለት ነው። በበጋ ወቅት ምን እናደርጋለን በበጋ ወቅት ምን ማደግ አለብን? የሚሉትን እንግዲህ በዚህ ለማያያዝ እንሞክራለን እንግዲህ በጋ ማለት በጣም ፀሀይ የሚወጣበት በጣም ዝናብ የሌለበት በጣም ሞቃት የሆነ ነገር ግን እፅዋትም የማይኖሩበት ወይም ደግሞ ሳሮች የሚደርቁበት አበባዎች የሚከሽፉበት በዛ አካባቢ እንግዲህ አቧራማ የሆነ ወይም ደግሞ በጣም ፀሀያማ የሆነ ጊዜ የጊዜ ወቅት ነው። ስለዚህ ያ የጊዜ ወቅት እንግዲህ በጋ ይባላል ማለት ነው። እንግዲህ የጊዜ ወቅቶች ብዙ አይነት ናቸው። እንግዲህ ከበጋ ጀምሮ እንግዲህ የተለያየ ጸደይ የሚባል አለ። በልግ የሚባል አለ ክረምት የሚባል አለ። እንግዲህ ክረምት የሚባለው ደግሞ በተቃራኒው በጣም ዝናብ የሚዘንብበት ነገር ግን ፀሀይ የሌለበት በጣም እጽዋት እጽዋት ሳሮች የሚያድጉበት አበቦች የሚፈኩበት ነው ማለት ነው። ስለዚህ በጸደይ በኩል ደግሞ አበቦች የሚፈኩበት ነገር ግን ሁለቱም ዝናብ ምን ፀሀይም የሚገናኙበት መገናኛቸው ማለት ነው። ከዛ በተጨማሪ ደግሞ በልግ የሚባል አለ። በልግ ደግሞ በበጋና በክረምት መካከል ያለ በበጋ በበጋና በክረምቱ መካከል ያለ ዝናብ ፀሀይም ያለበት ወቅት ነው። ስለዚህ እነዛ ናቸው ማለት ነው። እንግዲህ የወቅት አይነቶች እንግዲህ በበወጋ ወቅት ማለት እንግዲህ ፀሀያማ የሆነ በጣም ሞቃታማ የሆነ ንፋሳማ የሆነ ነገር ግን በጣም ብርድ ያለው ነገር ግን ዝናብ የሌለበት ከዛ በተጨማሪ ደግሞ አፈራማ የሆነ እጽዋት የሚጠፉበት ወቅት ነው። ማለት ነው እንግዲህ እፅዋት ቅጠሎችን የሚያራግፉበት ውሃ የሚደርቅበት ቦታ ወይም ደግሞ ሁኔታ ነው ማለት ነው። ስለዚህ በዛን ጊዜ በወጋ ወቅት ምን ታደርጋለህ ለሚለው ጥያቄ እንግዲህ በበጋ ወቅት ምንድነው? የምናደርገው ስንል ሰብሎችን ነው የምንሰበሰበው እንግዲህ የተለያዩ ሰብሎችን በክረምት የዘራናቸውን ሰብሎች ወይም ደግሞ በክረምት የዘራናቸውን ነገሮች እንግዲህ በበጋ እናጭዳቸዋለን ማለት ነው ወይም ደግሞ ምርትን የምንሰበሰብበት ወይም ደግሞ ምርትን የምናከማችበት አንዱ ወቅት ነው ማለት ነው። እንግዲህ በዚህ ወቅት የተለያዩ ነገሮችን ማድረግ እንችላለን የተለያዩ ምርቶችን የተለያዩ ሰብሎችን የምንሰበስበት ወቅት ነው ማለት ነው። ከዛ በተጨማሪ እንግዲህ በበጋ ወቅት የተለያዩ ነገሮችን ማድረግ እንችላለን እንግዲህ ተማሪዎች ከሆንን ትምህርት የምንማርበት የተለያዩ ትምህርቶችን የተለያዩ እውቀቶችን የተለያዩ የተለያዩ ጥቅሞችን የምናገኝበት አንዱ መንገድ ነው ማለት ነው። እንግዲህ በዛን ጊዜ የተለያዩ ነገሮችን ማግኘት እንችላለን ማለት ነው። ከዛ በተጨማሪም እውቀትን ከመገብየት አዝእርትን አትክልትን ከመሰብሰብ በተጨማሪ ደግሞ በበቃ ወቅት እንግዲህ ብዙ ስራዎችን ልንሰራበት የምንችል ነው። እንግዲህ በበጋ ወቅት እንግዲህ ብዙ የመንግስት ስራዎች የሚሰሩበት ወይም ደግሞ ብዙ መሰረተ ልማት የሚሰራበት ምክንያቱም ዝናብ የሚያበላሽው ነገሮች በበጋ ስለሚሰሩ ወይ እነዛን ጊዜ በበጋ ወቅት የሚሰሩ ስራዎችን የምንሰራበት ጊዜ ነው ማለት ነው። እንግዲህ ከዛ በተጨማሪ እንግዲህ በጋ ማለት በበጋ ወጥተህ ምን ጥቅም አለው በዛ ወቅት ምን መስራት ያስፈልጋል ምንድነው? እንግዲህ በበጋ ወቅት እንግዲህ ቤት መስራት ያስፈልጋል። ቤት መስራት እንግዲህ ለክረምት ዝናብ መጠሪያነት የሚሆነን ለክረምቱ ጎርፍ እንዳይሄድብን የሚያደርግ እንግዲህ የተለያዩ ቤቶችን የተለያዩ መሰረተ ልማቶችን የምንሰራበት አንዱ መንገድ ነው ማለት ነው። ስለዚህ የተለያዩ ነገሮችን ለመተግበር የተለያዩ ነገሮችን ለማከናወን በጋን እንጠቀምበታለሁ ማለት ነው። ከዛ በተጨማሪ እንግዲህ በበጋ ብዙ ነገሮችን መስራት እንችላለን ብዙ ተግባራትን ማከናወን እንችላለን። ከነዛም ውስጥ እንግዲህ በበጋ እንግዲህ የተለያዩ ተግባራትን እናደርጋለን እንግዲህ በበጋ ወቅት እንግዲህ ምን እናደርጋለን ቢባል ደግሞ በበጋ የተለያዩ ጉዞዎችን ማድረግ እንችላለን የተለያዩ ጉዞዎችን አድርገን እዛ ላይ እንሄዳለን ማለት ነው። እንግዲህ የተለያዩ ጉዞዎች ጋር የተለያዩ ተግባራት ጋር የተለያዩ ጉብኝቶችን ማድረግ እንችላለን። እንግዲህ በወጋው ዝናብ አያስቸግረን በወጋ ውስጥ ብዙ ጉዳቶች የሉም ማለት ነው።

እሺ የትኛውን ወቅት ትወዳለህ የሚል ጥያቄ ነው ያለኝ እንግዲህ ወቅት ማለት ምን ማለት ነው ወቅቶች ስንት ናቸው? ወቅት ለምን ይጠቅማል የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ የትኛውን ወቅት ትወዳለህ የሚል ጥያቄ ነው የደረሰኝ እንግዲህ እኔ የምወደው ወቅት እንግዲህ የ የበጋን ወቅት ነው። ወይም ደግሞ የጸደይን ወቅት ነው፤ የጸደይን ወቅት በጣም እወዳለሁ። እንግዲህ ወቅቶች ማለት ማለት ነው ሲባል እንግዲህ ወቅት ማለት በጋ ወቅት ማለት ዝናብና ፀሀይ የሚፈራረቅበት አበቦች የሚወጡበት ወይም ደግሞ ሳሮች የሚወጡበት የሚደርቁበት እና ያ ተመሳሳይ ሁኔታ የሚገናኝበት እና ፀሀይ የሚወጡበት በቃ ያ ሁኔታው ወቅት ይባላል ማለት ነው። እንግዲህ ስንት አይነት ወቅት አለ ሲባል እንግዲህ አራት አይነት ወቅቶች አሉ እነዛ ምን ምንድናቸው? ስንል በጋ አለ ክረምት አለ ጸደይ አለ በልጋ አለ ማለት ነው። እንግዲህ እነዚህ አራት የ የወቅት አይነቶች አሉ ማለት ነው። ስለዚህ እነዚህ የወቅት አይነቶች ራሳቸው ጥቅም አላቸው የራሳቸው ጉዳት አላቸው ማለት ነው። ስለዚህ እኔ የምወደው የወቅት አይነት እንግዲህ ጸደይ ነው። ጸደይ ለምን ለምን ወደድከው ወይም ደግሞ ለምን ትወደዋለህ? ቢባል ደግሞ ጸዳይ ማለት እንግዲህ አበቦች የሚፈኩበት በጣም ልምላሜ ያለበት እንስሶች የሚወረቁበት በጣም ሳር የሚወጣበት በክረምቱ ዝናብ አልፎ ክረምቱን ዝናብ ያ ጭቃ ሆኖ የደረቀው ወይም ደግሞ ጭቃ ውስጥ የሰመጠው ሳር ሁሉ የሚወጣበት አባቦች የሚፈኩበት እና ንቦች የሚራቡበት ቢራቢሮች የሚነፍሱበት ያ ወቅት እንግዲህ ጸደይ ይባላል ማለት ነው። ስለዚህ ያን ጸደይ በዓላት የሚወዙበት በጣም ደስ የሚል የጸዴ አይነት ፀሀይም ዝናብም ያለበት ሁለቱንም ያማከለ አይነት የሆነ በጣም ደስ የሚል የወቅት አይነት ነው ማለት ነው። ስለዚህ ያን ወቅት በጣም እወደዋለሁ ማለት ነው። ከዛ በተጨማሪ እንግዲህ በጋን ስናይ እንግዲህ በጋ በጣም ፀሀይ ፀሀዩ የሚያቃጥልበት ዝናብ የሌለበት ድርቅ የሆነ፤። በጣም ደስ የሚል ነው እንግዲህ ያ ብዙ ጥቅሞች አሉት በዛ ጊዜ እንግዲህ ሰብል እንሰበስባለን ብዙ ሰብሎች አሉ ጤፍ የምናጭድበት ስንዴ የምንወቃበት የተለያዩ ምርትን የምንሰፈሰብበት ጊዜ ነው። ከዛ በተጨማሪ እንግዲህ በጋ በጣም እንትን በረሃማ የሚሆንበት ጊዜ ነው እንግዲህ አቧራ የሚነሳበት ጊዜ ነው ማለት ነው። ስለዚህ በዛን ጊዜ ብዙ ትምህርቶችን የምንቀስምበት ብዙ እውቀቶችን የምናገኝበት ትምህርት ቤቶች የሚከፈቱበት በጣም ብዙ ስራዎች ሊሰሩበት የመሰረተ ልማት የሚሰራበት ወቅት ነው ማለት ነው። ከዛ በተጨማሪ እንግዲህ ክረምትን ማየት እንችላለን። ክረምት እንግዲህ ሰብሎች የሚዘሩበት ዘር የሚዘራበት በጣም ብዙ እርሻዎች የሚታረሱበት የተለያዩ ተክሎች የሚተከሉበት ዝናባማ የሆነ ጭቃማ የሆነ በዛ ጊዜ እንግዲህ ብዙ ጊዜ በዛ ጊዜ ሰብል የሚዘራበት ወቅት ነው ስለዚህ ያም ወቅት አንድ የወቅት አይነት ነው ማለት ነው። ከዛ በተጨማሪ እንዴ በልግ አለ በልግ እንግዲህ ዝናብ የሚጀምርበት ወይም ደግሞ ዝናብ መዝናብ የሚጀብርበት ወቅት ነው ማለት ነው፤። ክረምት ከመግባቱ በፊት ዝናብ መዝነብ ይጀምራል ያን ጊዜ እንግዲህ ወቅት ነው እርሻ የሚታረስበት ወቅት ያም ጊዜ በልግ ይባላል። ስለዚህ ሁሉም የራሳቸው ጥቅም አለ ሁሉም ደግሞ የራሳቸው ጉዳት አላቸው ማለት ነው። ስለዚህ እያንዳንዳቸው ወቅት እንግዲህ ፈጣሪ አቀናጅቶ የፈጠራቸው ናቸው እና እነዛን እንግዲህ በተሰጠን መጠን ሁሉንም በስርዓት የምንተገብርበት ከሆነ ውጤታማ እንሆናለን ማለት ነው። ስለዚህ እነዛን ወቅቶች እነዛን ሁኔታዎች እንግዲህ በአግባቡ መጠቀም በአግባቡ መጠበቅ ያስፈልጋል ማለት ነው። ስለዚህ የትኛውን ወቅት ትወዳለህ ለሚሉት ጥያቄ እኔ የምወደው ወቅት እንግዲህ በልግ ማለት ጸደይ ነው። ጸደይ እንግዲህ በጣም ብዙ ጥቅሞች አሉት አንደኛ አበቦች የሚፈኩበት በጣም ደስ የሚል ውበት ያለበት ሳሮች የሚበቅሉበት እጽዋት የሚለመልሙበት በጣም መጥፎ ዝናብ አልፎ ወይም ደግሞ መጥፎ ክረምት አልፎ በጣም የሚያስጠላው ክረምት ወይም ደግሞ የጨለማ በጨለማ የሚገለጸው ወይም ደግሞ በጨለማ የሚመሰለው የዝናብ ዘመን አልፎ ወደ አዲሱ ወደ አዲሱ ዘመን የምንሸጋገርበት ቦታ ነውና ያን ጊዜ እንግዲህ በጣም ደስ ይለኛል ማለት ነው። ስለዚህ በዓላት የሚበዙበት የዘመን መለወጫ አንዱ ነው እነ መስቀል ያሉበት ስለዚህ በዛን ጊዜ የጸደይ ጸጌ የሚጾምበት በዛን ጊዜ በጣም ደስ ደስ የሚሉ ጊዜያት የምናሳልፍበት ወደ ትምህርቱ ቤት በአዲስ መንፈስ የምንገባበት ብዙ ስራዎችን አንድ አዲስ አቅደን የምንጀምርበት ጊዜ ነው። እና በጣም ደስ የሚል ጊዜ ነው ማለት ነው። ስለዚህ የትኛውን ወቅት ትወዳለህ? ለሚለው ጥያቄ እኔ የምወደው እና ደስ የሚለኝ የወቅት አይነት ጸደይ ነው። ጸደይ እንግዲህ ብዙ ጥቅሞችን ዘርዝሬያለሁ ከነዛ ውስጥ እንግዲህ አንደኛ አበቦች የሚፈኩበት እጽዋት ደስ የሚልባቸው እንስሳት የሚወርቁበት የሚፈነጥዙበት ጊዜ

እሺ እንግዲህ መዝገቦችን ታስቀምጣለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ መዝገቦችን መዝገቦች ማለት ምን ማለት ናቸው? መዝገቦችን ማስቀመጥ ለምን ይጠቅማል መዝገቦች? ባናስቀምጥስ ምን ይጎዳናል የሚሉትን እንግዲህ የተመሳሳይ ጥያቄዎችን ወይም ደግሞ ተቀራራቢ ጥያቄዎችን ለማየት እንሞክራለን። እንግዲህ መዝገብ ማለት የተለያዩ መረጃዎችን የተለያዩ ጽሁፎችን የተለያዩ የሰው የቪዲዮ ሊሆን ይችላል የአውዲዮ ሊሆን ይችላል። የተለያዩ ጽሁፎች ሊሆኑ ይችላሉ በድሮ ጊዜ ሊሆኑ ይችላሉ። እነዛ መዝገቦች እንግዲህ ለስራ የሚያስፈልጉ ይሆናሉ ወደፊት እንጠቀማችባ እንጠቀምባቸኋለን ብለን ያሰብናቸውን ሁሉንም ነገሮች እንግዲህ በአግባቡ ጠብቀን የምናስቀምጥባቸው ሁኔታዎች ናቸው ማለት ነው። ስለዚህ እነዛን ሁኔታዎች በአግባቡ የምናስቀምጥ በአግባቡ ብንጠቀምባቸው እንግዲህ እነዛ የምናስቀምጣቸው ነገሮች መዝገብ ይባላሉ ማለት ነው። ስለዚህ መዝገቦችን ታስቀምጣለህ ወይ ለሚለው ጥያቄ አዎ መዝገቦችን አስቀምጣለሁ። አዎ መዝገቦችን ማስቀመጥ እንግዲህ ምንድነው ጥቅሙ? ጉዳትስ አለው ወይ የሚለውን እንግዲህ በአግባቡ ለማየት እንሞክራለን ማለት ነው። ስለዚህ መዝገቦችን ምንድነው ጥቅማቸው ስንል እንግዲህ መዝገቦች የተለያየ ጥቅም አላቸው። ከነዛም ውስጥ እንግዲህ የመጀመሪያ ጥቅማቸው እንግዲህ መዝገቦች ለወደፊት ጥቅም ሊወሉ ይችላሉ ነው እንግዲህ የተለያየ እውቀቶች ሊሆኑ ይችላሉ የተለያየ መረጃዎች ሊሆኑ ይችላሉ ወደፊት ልንጠቀምባቸው የምንችላቸው ወይም ደግሞ ስራ ስናገኝ ወይም ደግሞ በስራ ጊዜ ልንጠቀምባቸው የምንችላቸው መረጃዎች ናቸው። ስለዚህ እነዛ መረጃዎች ወደፊት ያስፈልጉናል ወደፊት ልንጠቀምባቸው ስለምንችል እናስቀምጣቸዋለን ማለት አንደኛው ምናስቀምጣቸው እንግዲህ ለወደፊት ጥቅም ነው ማለት ነው። ስለዚህም ለምሳሌ አሁን ተማሪዎች ይማራሉ ተምረው ተምረው የተወሰኑ መረጃዎችን ይሰበስባሉ ማለት ነው። እና እነዛን መረጃዎች እንግዲህ ለስራ ቅጥር ሲፈለጉ እነዛን መረጃዎች ያሳያሉ ማለት ነው። እንግዲህ በተለየ መልኩ ስራ ላይ ስንጠየቅ የተለያዩ ቦታዎች ላይ ስንጠየቅ እነዛን እንግዲህ ስራ ለመቀጠርም ሆነ የስራ እድገት ለማግኘት እነዛን መረጃዎችን እንጠቀምባቸዋለን ማለት ነው። ስለዚህ እነዛን መረጃዎች መጠቀም ብዙ ጥቅሞችን ያስገኝልሃል ማለት ነው። ስለዚህ እነዛ መረጃዎችን ለማግኘት እነዛን መረጃዎችን መሰብሰብ እና ማስቀመጥ ብዙ ጥቅሞች አላቸው ማለት ነው። አንደኛ ጥቅማቸው እንግዲህ ስራዎችን ለመቀጠር ስራዎችን ለማግኘት የስራ እድል ለማግኘት የተለያዩ ወደፊት ለህይወታችን ጠቃሚ የሆኑ ነገሮችን ለማግኘት ይጠቅመናል ማለት ነው። ከዛ በተጨማሪ እንግዲህ ስራ መዝገቦችን አለማስቀመጥ ምንድነው ጉዳቱ? ብንል ደግሞ የተለያዩ መረጃዎችን ካላስቀመጥን ለምሳሌ እንደ ተማሪዎች የዶክመንታቸውን የማናስቀምጥ ከሆነ የተለያየ ጉዳት ሊደርስብን ይችላል። ለምሳሌ እንግዲህ እኛ እስከ አስራ አምስት አመት ተምረናል ያንን መረጃ የያዘልንን ወረቀት ካላስቀመጥነው ያንን መረጃ ካላስቀመጥነው የተማርን አኖንም ማለት ነው። ምክንያቱም ትምህርታችን ለእኛ እንደተማርን ይገባናል ነገር ግን መረጃ ከሌለን ወደ ስራ ቦታ ሄደን ለመቀጠር አንችልም ማለት ነው። ስለዚህ ወደ እድገትም ልናገኝ ስራም ካለን ወደ የእድገት ካስፈለገ ምሳሌ እድገት ልናገኝ አንችልም ማለት ነው ማለት ነው። ስለዚህ ያንን እድገት ለማግኘት ያንን መረጃ ለማግኘት መጀመሪያ ብዙ ጥቅሞችን ማግኘት ያስፈልጋል ማለት ነው። እነዛ መዝገቦችን ማስቀመጥ ያስፈልገናል እና ስለዚህ እነዛን መዝገቦች ለማስቀመጥ ደግሞ ማስቀመጫ እቃ ሊኖረን ይገባል እንግዲህ የተለያዩ ሳጥኖች ወይም ደግሞ የተለያዩ ቢሮዎች ሊኖሩን ይገባል እነዛን የምናስቀምጥባቸው እነዛን በአግባቡ ማስቀመጥ ይጠበቅብናል። ምክንያቱም እርጥበት ባለበት ወይም ደግሞ እሳት ባለበት ቦታ ማስቀመጥ የለብንም ማለት ነው። ምክንያቱም እነዛ ሊቃጠሉ የሚችሉ ነገሮች ሊሆኑ ይችላሉ ከዛ በተጨማሪ ደግሞ ሊበሰብሱ እና ሊቀደዱ የሚችሉ ነገሮች ስለሚሆኑ እነዛን በአግባቡ ጠብቀን በአግባቡ ተንከባክበን በአግባቡ ይዘን ልናስቀምጣቸው የሚገቡ መረጃዎች ናቸው ማለት ነው። ምክንያቱም ወደፊት ልንጠቀምባቸው የምንችላቸው ወደፊት ሊያስፈልጉን እሚችሉ ወደፊት ልን ልንታገብርባቸው የሚችሉ እቃዎች ወይም መረጃዎች ናቸው እና ስለዚህ መዝገቦችን በአግባቡ ማስቀመጥ ይጠቅማል ማለት ነው። ስለዚህ መዝገቦችን ታስቀምጣለህ ወይ ለሚለው ጥያቄ? አዎ መዝገቦችን አስቀምጣለሁ መዝገቦችን የማስቀምጥበት ምክንያት መዝገቦችን የማስቀምጥበት ሁኔታ መዝገቦችን የማስቀምጥበት ምክንያት እንግዲህ ምንድነው ቢባል ወደፊት ጥቅም ነው። አሁን ለምሳሌ ለልጅ ልጆቻችን የሚጠቅሙ መዝገቦች ሊኖሩ ይችላሉ። አሁን የውርስ መዝገብ ሊኖር ይችላል። እነዛን የውርስ መዝገቦች እኛ በስርዓት የማናስቀምጣቸው ከሆነ ልጆቻችን ሊጠቀሙባቸው አይችሉም ማለት ነው። ስለዚህ እነዛን የወርስ መዝገቦች በስርዓት በስርዓት አጠራቅመን አንድ ቦታ በስርዓት ይዘን እርጥበትም መቃጠልም እሳትም ወደሌለበት አካባቢ በስርዓት በማስቀመጥ ልንጠቀምባቸው ይገባናል። ስለዚህ መዝገቦችን ታስቀምጣለህ ወይ ለሚለው ጥያቄ? አዎ መዝገቦችን አስቀምጣለሁ። መዝገቦች ብዙ ጥቅም አላቸው መዝገቦች ብዙ አድ የተለያየ ቁም ነገር አላቸው። ስለዚህ

እሺ አሁን እንግዲህ ስራዎችን በቅደም ተከተል ታስቀምጣለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ ስራዎች ማለት ምን ማለት ናቸው ስራዎችን በቅደም መስተማ ማስቀመጥ ማስቀመጥ ምን ይጠቅማል፣ ስራዎችን በቅደም ተከተል ባናስቀምጣቸውም ምን ይፈጠራል፣ የሚለውን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ስራዎችን በቅደም ተከተል ታስቀምጣለህ ወይ ለሚለው ጥያቄ አዎ ስራዎችን በቅደም ተከተል አስቀምጣለሁ እንግዲህ ስራዎችን በቅደም ተከተል እንዴት ነው ማስቀመጥ የሚቻለው ከማለታችን በፊት ስራዎች ማለት ምን ማለት ናቸው ወደሚል እንግዲህ እንሄዳለን እንግዲህ፤ ስራዎች ማለት እንግዲህ የሰው ልጆች ከቀን ቀን የሚሰሯቸው ተግባራት ወይም ደግሞ ከቀን ወደ ቀን የሚሰሯቸው ተግባራት እነዛን ተግባራት እንግዲህ ለምሳሌ መቆፈር ሊሆን ይችላል፣ ማረስ ሊሆን ይችላል፣ የቢሮ ስራዎች ሊሆኑ ይችላሉ፣ የተለያዩ ጽዳቶች ሊሆኑ ይችላሉ፣ እነዛን ስራዎች እንግዲህ የምንሰራበት ሁኔታ ነው ማለት ነው። ስለዚህ ስራ የሚባሉት እንግዲህ ማንኛውም ስራ ሊሆን ይችላል ከሊስትሮ ስራ ጀምሮ ወይም ደግሞ ከጫማ ጠራጊነት ጀምሮ እስከ ትልልቅ ድርጅቶች ቢሮ ስራ ድረስ የምንሰራው ስራ እንግዲህ ያ ስራ ይባላል ማለት ነው። ስለዚህ ስራ ክቡር ነው ስራ አይናቅም አንዳንድ ሰዎች እንግዲህ ስራ ይንቃሉ ስራ ክቡር ጫማ ጠራጊነትም እንኳን ቢሆን ያ ትልቅ ስራ ላይ ያለው ወይም ደግሞ ትልቅ ቢሮ ላይ የተቀጠረ ሰው ቢሆንም ያው ሁሉም ተግባራቸው አንድ ነገር ነው ሁሉም ገንዘብን ለማግኘት ነው፣ ሁሉም ገቢን ለማግኘት ነው፣ ስለዚህ ሁሉም ህይወትን ለመምራት ነው የሚጠቀሙባቸው ስለዚህ ጫማ ጠራጊውም ወደፊት የሚያድግበት ጊዜ ይመጣል፣ ያኛውም ደግሞ ወደ ታች የሚወርድበት ጊዜ ይመጣል እና ጊዜ ተቀያያሪ ነው የሰው ልጅ ይወርዳል ከፍ ይላል ዝቅ ይላል ስለዚህ የሰው ልጅ የሰውን ልጅ መናቅ የለበትም ማለት ነው፤ ስለዚህ አንዳንድ ሰዎች ጫማ ጠራጊ ሊንቁ ይችላሉ፣ ጸዳቶችን ሊነቁ ይችላሉ ነገር ግን እነዚህ የሚናቁ ሰዎች አይደሉም ምክንያቱም እነዚህም አንድ ቀን የማደግ ቻንስ የማደግ እድል ያገኛሉ ማለት ነው ስለዚህ እነዛን ነገሮችን አይተን እነዛን ነገሮችን በደንብ አስተውለን ልንጠቀምበት ይገባል ማለት ነው ስለዚህ ስራዎችን በቅደም ተከተል ታስቀምጣለህ ወይ የሚለው ጥያቄ አዎ ስራዎችን በቅደም ተከተል ማስቀመጥ ያስፈልጋል፤ ምክንያቱም ስራዎችን በቅደም ከ ተከተል ካላስቀመጥናቸው ስራዎችን በረድፍ ካላስቀመጥናቸው የተዘበራረቀ ስራ ልንሰራ እንችላለን ለምሳሌ እኔ አሁን ተማሪ ነኝ እንግዲህ ተማሪ ስሆን የተለያዩ ንባቦችን አነባለሁ እንግዲህ የኔ ስራ ማንበብ ነው፣ የኔ ስራ የቤት ስራዎችን መስራት ነው፣ የኔ ስራ አሳይመንቶችን መስራት ነው ስለዚህ እነዛን ስሰራ እንግዲህ በቅድም ተከተል ማስቀመጥ አለብኝ። መጀመሪያ እንግዲህ አማርኛ የምሰራ ከሆነ በሁለተኛ ደግሞ እንግሊዘኛ የምሰራ ከሆነ በስርዓት መስራት አለብኝ ነገር ግን የማቀላቅላቸው ከሆነ ወይም ደግሞ የማዘበራርቃቸው ከሆነ ይበላሽብኛል ማለት ነው እንዲሁም ደግሞ ሴት ልጆች እንግዲህ ቡና ሲያፈሉ ወይም ደግሞ ሻይ ሲያፈሉ በቅደም ተከተል መሆን አለበት ምክንያቱም መጀመሪያ ዉሃ ይጥዳሉ ከዛ መጀመሪያ እሳት ያቀጣጥላሉ ከዛ ዉሃ ይጥዳሉ ከዛ ሻዩን ቅጣሉን ይጨምራሉ ከዛ በኋላ ያፈሉትና ይቀዱታል ማለት ነው፤ ነገር ግን ይሄን ነገር በቅደም ተከተል ካላደረጉት መጀመሪያ ውሃውን ጥደው ከዛ በኋላ እሳት የሚያቀጣጥሉ ከሆነ ስራቸው ተግባራዊ ወይም ደግሞ ውጤታማ ሊሆን አይችልም ማለት ነው ምክንያቱም እሳት ከሌለ ውሃው ሊፈላ አይችልም ውሃ ከሌለ ደግሞ እሳቱ ምንም ሊያመጣ አይችልም ስለዚህ ምንም የሚያፈላው ነገር የለም ማለት ነው ስለዚህ ስራዎች ሁሉ በቅደም ተከተል የሚሆኑ ከሆነ ስራዎች ሁሉ በቅደም ተከተል የምናደርጋቸው ከሆነ ውጤታማ እንሆናለን፣ ትርፋማ እንሆናለን፣ ወደፊትም የራሳችንን ነገር መገንባት እንችላለን ማለት ነው፤ ስለዚህ ሁል ጊዜ ሰዎች ውጤታማ ለመሆን ውጤታችን ውጤታማ ለመሆን ትርፋማ ለመሆን ስራዎችን በቅደም ተከተል ማስቀመጥ፣ ስራዎችን በቅደም ተከተል መተግበር፣ ስራዎችን በቅደም ተከተል ማከናወን ያስፈልጋል ማለት ነው። ስለዚህ እነዚህን ነገሮች ለማድረግ መጀመሪያ የስራዎችን ቅደም ተከተል ማወቅ ያስፈልጋል ማለት ነው። መጀመሪያ ማንበብ መማር ያስፈልጋል ማለት ነው ስለዚህ መጀመሪያ ማንበብ አለብን፣ መማር አለብን፣ መሰልጠን አለብን ማለት ነው አሁን ሻይ ለማፍላት መጀመሪያ ያልሰለጠነ ሰው፣ መጀመሪያ ያልተማረ ሰው፣ መጀመሪያ ያልተለማመደ ሰው ሻይ ማፍላት ሊችል አይችልም ማለት ነው ምክንያቱም ቅደም ተከተሉን አያውቀውም። ቅደም ተከተሉን የምናውቀው ከሆነ፣ ቀደም ተከተሉን የምን የምንተገብረው ከሆነ ለማፍላት ወይም ደግሞ ለመተግበር ቀላል ነው ማለት ነው። ስለዚህ መጀመሪያ ትምህርት ይቀድማል ማለት ነው፣ ከሁሉም ነገር መጀመሪያ መማር አለብን ስራዎችን ከመስራት በፊት መማር ያስፈልጋል ማለት ነው ስለዚህ ስልጠናዎችን አፈላልገን መሰልጠን፣ ስልጠናዎችን መውሰድ፣ ከዛ በኋላ ደግሞ የተለያዩ ሁኔታዎችን መተግበር ያስፈልጋል፣ ስለዚህ እነዛን ነገሮች ከተማርን ከሰለጠንን በኋላ ወደ ስራ መግባት እንችላለን ማለት ነው፣ ስለዚህ ስራዎችን በቅደም ተከተል ታስቀምጣለሁ ወይ ለሚለው ጥያቄ አዎ ስራዎችን በቅደም ተከተል ማስቀመጥ ያስፈልጋል እንደውም በፕላን ወይም ደግሞ በእቅድ ብናደርጋቸው ደግሞ የተሻለ ይሆናል ብዬ አስባለሁ። ሁል ጊዜ እቅድ የምናወጣ ከሆነ በእቅድ የምንሰራ ከሆነ ስራችን ተግባራዊ ስራችን ተከራይም ውጤታማ ይሆናል ማለት ነው፤ ስለዚህ በቅደም ተከተል ታስቀምጣለህ ወይ ለሚለው ጥያቄ አዎ ስራዎችን በቅደም ተከተል አስቀምጣለሁ። ስራዎችን በቅደም ተከተል ምንድነው ጥቅሙ

እሺ እንግዲህ ከልጅነት ጀምሬ የምዘክረው ዝክር አለ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ከልጅነቴ ጀምሮ የምዘክረው ዝክር በርግጥ የለኝም ነገር ግን የተለያዩ ዝክሮችን ማዘርዘር እችላለሁ። ለምሳሌ እንግዲህ ዝክር ማለት እንግዲህ መጀመሪያ ስናየው ዝክር ማለት መታሰቢያ ማለት ነው። እንግዲህ የተለያዩ መታሰቢያዎችን የተለያዩ ነገሮችን ስናደርግ ወይም ደግሞ በምግብ ሊሆን ይችላል አይ በመጠጥ ሊሆን ይችላል። ወይም ደግሞ በሀሳብም በጸሎትም ሆነ የተለያዩ ቅዱሳን ሊሆን ይችላል ወይም የሰዎችን ስንዘክር ወይም ደግሞ ስናስታውስ እንግዲህ ያ ዝክር ይባላል ማለት ነው። እንግዲህ ዝክር ማለት ሌሎችን ማስታወስ ሌሎችን አለመርሳት ማለት ነው። እንግዲህ ሰዎች የተለያዩ ዝክሮችን ይዘክራሉ ለምሳሌ እንግዲህ የማሪያም ዝክርን ሊዘክሩ ይችላሉ የገብርኤል ዝክርን ሊዘክሩ ይችላሉ ከዛም አልፎጰደግሞ የሚካኤልን ዝክር ሊዛክሩ ይችላሉ። ስለዚህ ብዙ ዝክሮች አሉ እነሱ የሚመርጡትን እነሱ የፈለጉትን እነሱ ደስ ያላቸውን ዝክር ሊዘክሩ ይችላሉ። እንግዲህ የምንዘክርበት ዋና ምክንያት አንደኛ እንግዲህ መታሰቢያነትን ማድረግ ወይም ደግሞ ለማስታወስ ነው። አንደኛ እነሱን ለማስታወስ በእነሱ ለመለመን እነሱን እንግዲህ ለመጠየቅ ነው። የተለያዩ ጥያቄዎች ሊኖሩን ይችላሉ የተለያዩ ሀሳቦች ሊኖሩን ይችላሉ እነዛን ሀሳቦች እንዲያሳኩልን እነዛን ሀሳቦች እንዲረዱን እንዲደግፉን እንግዲህ የተለያዩ ጥያቄዎችን የተለያዩ ሀሳቦችን ለእነሱ የምናቀርብበት አንዱ መንገድ ነው ማለት ነው። እንግዲህ ከፈጣሪያችን ጋር የምንገናኝበት ከፈጣሪ ጋር እነሱ እንዲለምኑልን የምንጠይቅበት አንዱ መንገድ ነው ማለት ነው። ስለዚህ ዝክር ከልጅነትህ ጀም የምትዘክረው ዝክር አለ ወይ ለሚለው ጥያቄ? እኔ በርግጥ ከልጅነቴ ጀምሮ የምዘክረው ዝክር የለኝም። ነገር ግን ብዙ ሰዎች የሚዘክሯቸው ዝክሮች አሉ እነሱም የማርያም ዝክር አለ አሁን የማርያም ዝክር የሚዘከረው በሃያ አንድ ነው በሃያ አንድ እንግዲህ ብዙ ዝክሮች አሉ። ከነዛ ውስጥ እንግዲህ የማርያም ዝክር እንግዲህ ዋነኛው ነው የማርያም ዝክር ብዙ ሰዎች የሚዘክሩበት ነው። ለምሳሌ እንግዲህ ልጅ ያጡ ሰዎች እንግዲህ ልጄጅ እንዲኖራቸው ተስለው ወይም ደግሞ ልጅ እንዲኖራቸው እመቤታችንን ማርያምን ይጠይቁና ከዛ በኋላ ማርያም ታሳካላቸዋለች ወይም ደግሞ እንድታሳካላቸው የተለያየ ጥያቄዎችን እየጠየቁ ይዘክራሉ ማለት ነው። እንግዲህ ልጅ ሊሆን ይችላል የተለያየ ገንዘብ ሊሆን ይችላል ወይም ደግሞ ጤናን ሊሆን ይችላል እየጠየቁ እንግዲህ እንደ ፍላጎቱ ሰውም የሰው ፍላጎት ይለያያል እንደዛ ፍላጎታቸው እንግዲህ የተለያዩ ዝክሮችን ይዘክራሉ ማለት ነው። ያን ጊዜ እንግዲህ ሀሳባቸውን እንዲሞላላቸው ሀሳባቸውን እንዲያከናውንላቸው ፈጣሪን ይለምኑላቸዋል ስለዚህ እንደዛ እንዲያረጉላቸው የተለያዩ ዝክሮችን የተለያዩ መታሰቢያዎችን ያደርጋሉ ማለት ነው። ከዛ በተጨማሪም እንግዲህ የሚካኤል ዝክር አለ የሚካኤል ዝክር እንግዲህ በአሥራ ሁለት የሚካሄድ ነው። በአስራው በቀን አስራ ሁለት እንግዲህ ብዙ ጊዜ የሚካሄድ ዝክር ይደረጋል የሚካኤል ዝክር እንግዲህ ሻማን በማብራት የተለያዩ ምግቦችን በማዘጋጀት የተለያዩ መጠጦችን በማዘጋጀት የኔ ቢጤዎችን ወይም ደግሞ ደሃዎችን በመጋበዝ እንግዲህ በማብላት እነሱን እንግዲህ በማብላት አንደኛ ለነፍስህ ጥቅም ነው ሁለተኛ ደግሞ በአለማዊ ላይ ደግሞ የስጋን ጥቅም ለማግኘት ብዙ ሰዎች እንግዲህ ያንን ነገር ዝክርን ወይም ደግሞ መታሰቢያን ያደርጋሉ ማለት ነው። ስለዚህ ያ ነገር ጥቅሙ አንደኛ በነፍስ ለመጠቀም ወይም ደግሞ በነፍስ ወደ ፈጣሪ ለመቅረብ ከዛም በተጨማሪ ደግሞ በስጋ ውጤታማ ለመሆን እንግዲህ ይጠቅሙናል ማለት ነው። ከዛ በተጨማሪ እንግዲህ የገብርኤል ዝክር አለ የገብርኤል ዝክር እንግዲህ በአሥራ ዘጠኝ ነው የሚደረገው በአሥራ ዘጠኝ እንግዲህ የገብርኤል ዝክር አለ የገብርኤል ዝክር የሚከናወንበት ቀን ነው። ከዛ እንግዲህ ሰዎች እንግዲህ በገብርኤል ቀን ብዙ ችግሮች ሲደርሱባቸው ብዙ በመከራዎች ሲደርስባቸው ያ መከራ እንዲያልፍላቸው ያ ችግር እንዲቀልላቸው ገብርኤልን ይለምናሉ ማለት ነው። ከፈጣሪ ዘንድ አማልደን እያሉ ይለምናሉ ያን ጊዜ እንግዲህ ብዙ ጥቅሞችን ያገኙበታል ማለት ነው። ስለዚህ ዝክር ማለት እንግዲህ መታሰቢያ ማለት ነው። ብለናል ከዛ በተጨማሪ እንግዲህ ዝክር በሃያ አንድ ይደረጋል በብዙ ቀናት ሊደረግ ይችላል እንደ ፍላጎታችን እንደ አይነቱ እንደ መታሰቢያነቱ እንግዲህ ያደረጉልንን የመላእክትን ሊሆን ይችላል የጻድቃንን ሊሆን ይችላል የስም አጣጥል ሊሆን ይችላል። የነዛን ስም እየጠራን እንግዲህ የምና የምና የመታሰቢያ የምናደርግበት ቀን ያ እንግዲህ ዘክር ይባላል ማለት ነው። ስለዚህ ያንን ቀን የምናስብበት የምንተገብርበት ቀን ነው ማለት ነው። ከዛ በተጨማሪ እንግዲህ ዝክር እንግዲህ ጥቅሞች አሉት እነዛ ጥቅሞች ምንድን ናቸው? ብንል እንግዲህ አንደኛ የነፍስ ጥቅም ነው በነፍስ እንግዲህ ከፈጣሪ ጋ ለመታረቅ ከፈጣሪ እኛ ሀጢያቶች ሀጢያተኞች ነንና ከፈጣሪ ጋር ለመታረቅ ወደ መንግስቱ ለመግባት መንግስቱን ለመውረስ የምናደርገው አንዱ ዝግጅት ነው ማለት ነው። ከዛ በተጨማሪ እንግዲህ ፈጣሪ እንዲያበረታን ፈጣሪ እንዲደግፈን የምንለምንበት አንዱ መንገድ ነው ማለት ነው። ስለዚህ ዝክርን በመዘከር የተራቡትን አብሉ የተጠሙትን አጠጡ ይላል እና ያንን እንግዲህ ለመተግበር የምናከናውነው ሂደት ወይም ደግሞ መታሰቢያነት ማለት ነው። ስለዚህ ሰዎች ይህንን በማድረግ የተለያዩ ነገሮችን ማግኘት ይችላሉ ማለት ነው። ከዛ በተጨማሪ እንግዲህ

እሺ እንግዲህ ስልክህን ምን ያህል ጊዜ ትሞላለህ? የሚል ጥያቄ ነው የደረሰኝ እንግዲህ ስልክ ማለት መጀመሪያ ምን ማለት ነው ስልክ ለምን ይሞላል ስልክ መሙላት ምንድነው ጥቅሙ ስልክ እንዴት ይሞላል የሚሉትን እንግዲህ በዚሁ ለማየት እንሞክራለን እንግዲህ ስልክህን ምን ያህል ጊዜ ትሞላለህ ለሚለው ጥያቄ ብዙ ጊዜ ስልኬን እንግዲህ የምሞላው እንግዲህ ምን ያህል ጊዜ ለሚለው ጥቃቄ ምን ያህል ጊዜ ማለት ለምን ያህል ጊዜ ይመስለኛል እንግዲህ ለሁለት ሰዓት ተኩል እሞላለሁ ማለት ነው እንግዲህ መቶ ፐርሰንት እስከሚለው ወይም ደግሞ መቶ እስከሚሞላት ድረስ እሞላለሁ ማለት ነው እንግዲህ በምን ያህል ጊዜ ቢባል እንግዲህ በሃያ አራት ሰዓት ውስጥ እሞላዋለሁ ማለት ነው እንግዲህ ስልክ ማለት መጀመሪያ ምን ማለት ነው ብለን ስናይ ስልክ ማለት እንግዲህ ሰዎች ሊደዋወሉበት የሚችሉ ወይም ደግሞ ሰዎች ከሩቅ ሩቅ ከሀገር ወደ ሀገር ሊደዋወሉበት የሚችሉ ከሩቅ ቦታ ሆነው ሊገናኙበት የሚችሉ መስመር ማለት ነው ስለዚህ ይሄ መስመር በሰዎች ዘንድ የሚገኝ ነገር ግን በስልክ አማካኝነት ከጓደኛ ጓደኛ ከቤተሰብ ከአለቆቻችን ጋር የምንገናኝበት አንድ መስመር ማለት ነው ስለዚህ ይህ ስልክ ብዙ ጥቅሞች አሉት ከመደዋወያነት አልፎ እንግዲህ ብዙ ጥቅሞችን ይሰጠናል እነዛም ጥቅሞች ምንድን ናቸው የተለያዩ መተግበሪያዎችን በማውረድ የተለያዩ ቪዲዮዎችን የተለያዩ ሙዚቃዎችን የተለያዩ ጽሁፎችን ለማንበብ የሚያገለግለን የተለያዩ ትምህርቶችን ለመማር የሚያገለግለን ስማርት ፖል ሊሆን ይችላል የተለያዩ ስልኮች ሊሆኑ ይችላሉ ማለት ነው ስለዚህ እነዚህን ስልኮች በመጠቀም የተለያዩ ተግባራትን የተለያዩ ክንዋኔዎችን ማድረግ እንችላለን ማለት ነው ስለዚህ እነዛ እንግዲህ ምንድን ናቸው የዚህ ጥቅሙ ብንል እንግዲህ የተለያዩ ቪዲዮዎችን ለማየት የተለያዩ ትምህርቶችን እና ቀጥታ ስርጭቶችን ዜናዎችን ለመስማት ያ ያ ያግዘናል ማለት ነው ስለዚህ ስልክ ምን ያህል ጊዜ ታሞላለህ ለሚለው ጥያቄ እኔ በያ በያ አራት ሰዓት ወይም ደግሞ በሁለት ሰዓት ተኩል እሞላዋለሁ ማለት ነው ስለዚህ ቻርጅ ያልቃል እንግዲህ ስልክ በቻርጅ ነው የሚሰራው ወይም ደግሞ በባትሪ ነው የሚሰራው ስለዚህ ያ ባትሪው ሊያልቅ ይችላል ያን ባትሪ በየሰአቱ ወይም ደግሞ በየሁለት ሁለት ሰዓት ተኩል መሙላት አለበት ማለት ነው ስለዚህ እኔ በየሁለት ሰዓት ተኩል ወይም ደግሞ በየሃያ አራት ሰዓቱ እሞላዋለሁ ማለት ነው እንግዲህ አንድ ጊዜ ቻርጅ አደረገውና አንድ ጊዜ ቻርጅ ሳደርገው ሁለት ሰዓት ተኩል ወይም ደግሞ ሶስት ሰዓት ይፈጅበታል ለመሙላት ያንን ከሞላ በኋላ ከዛ በየአራት ሰዓቱ አደርገዋለሁ ማለት ነው አራት ሰዓት ሲል ያልቀረበ ምክንያቱም እኔ በዳታ ስለምጠቀም ዳታው እንግዲህ በጣም ቻርጀር ይጨርሳል ወይም ደግሞ ባትሪ ይጨርሳል ማለት ነው ስለዚህ ያን ስለሚጨርስ ያንን ሀገር ለመሙላት ያንን ነገር ለመሙላት እንግዲህ ቻርጅ ወይም ደግሞ እሞላዋለሁ ማለት ነው ስለዚህ ስልኬን መሙላት አለብኝ ማለት ነው ስለዚህ ስልክህን ምን ያህል ጊዜ ትሞላለህ ለሚለው ጥያቄ ስልኬን የምሞለው እንግዲህ ለሁለት ሰዓት ተኩል ነው ለሁለት ሰዓት ያክል እሞላዋለሁ ማለት ነው ከዛ በተጨማሪ እንግዲህ ስልክ ብዙ ጥቅሞች አሉት ምን ጥቅም አለው ስልክ እንግዲህ ብንል የተለያዩ ጥቅሞች አሉት እነዛ ምንድን ናቸው ጥቅሞቹ ምንድን ናቸው ብለን ስናስብ ከሰዎች ሰዎች ጋር መልእክትም ለማስተላለፍ የተለያዩ በድሮ ጊዜ እንግዲህ ደብዳቤን ነበር የምንጠቀመው ደብዳቤን ከሰዎች ወደ ሰዎች እየላክን የተለያዩ መረጃዎችን ለማሳለፍ የተለያዩ ሀሳቦችን ለማካፈል የተለያዩ ነገሮችን ለማመልከት እንጠቀምበት ነበር አሁን ግን ዘመኑ ረቆ ዘመኑ አድጎ አሁን ስልክ ተፈጠረ ስልክ እንግዲህ ለብዙ መልእክቶች ማስተላለፊያ ለብዙ ዘመዶችን ለመጠየቅ የተለያዩ ሰላምታን ለማቅረብ ናፍቆትን ለመቀነስ እንግዲህ የምንጠቀምበት አንዱ መንገድ ነው ማለት ነው ስለዚህ ስልክ ብዙ ጥቅሞች አሉት ብዙ ተግባራት አሉት ከነዛም ውስጥ እንግዲህ የተለያዩ መተግበሪያዎችን ለምሳሌ ቲክቶክ ሊሆን ይችላል ዩቲዩብ ሊሆን ይችላል የተለያዩ ፌስቡክ ቴሌግራም ኢንስታግራም የተለያዩ ነገሮችን በመጠቀም እንግዲህ ዘመናችን ማቅለል ወይም ደግሞ ችግሮችን ማቅለል እንችላለን ማለት ነው ስለዚህ እነዛን በመጠቀም የተለያዩ ትምህርቶችን መማር የተለያዩ ቪዲዮዎችን ማየት የተለያዩ ዜናዎችን አለም ላይ የሚከናወኑ ነገሮችን ሁሉ ማየት እንችላለን ማለት ነው ስለዚህ ስልክህን በምን ያህል ጊዜ ትሞላለህ? ለሚለው ጥያቄ እኔ ስልኬን የምሞላው በየ በሶስት ሰዓት ወይም ደግሞ በየአራት ጊዜ እሞላዋለሁ ማለት ነው ስለዚህ ያን ጊዜ እጠቀምበታለሁ እኔ ብዙ ጊዜ ስልኬን እጠቀማለሁ ስለዚህ ያን ስልኬን በብዙ ጊዜ ስለምትጠቀምበት ባትሪው ያልቃል ማለት ነው ስለዚህ ያ ባትሪውን ስለሚያልቅ ያን ነገር መሙላት አለብኝ ማለት ነው ስለዚህ ያን ነገር ካልሟልደው ስልኬን መጠቀም ስለማልችል ስልኬን ማግኘት ስለማልችል ስልኬን ወደ መተግበሪያ ገብቼ መጠቀም ስለማልችል ባትሪን መሙላት አለብኝ ማለት ነው ስለዚህ ያን ነገር ለመሙላት ያን ነገር ለመሙላት ደግሞ ሶስት ሰዓት ተኩል ወይም ደግሞ አራት ሰዓት ይፈጅብኛል ማለት ነው ስለዚህ ያንን ነገር መሙላት ያስፈልጋል ማለት ነው እንግዲህ ጓደኞቼ ጋር ለመገናኘት ሆነ ቤተሰቦቼ ጋር ለመገናኘት ባትሪ ያስፈልገዋል ስልኩ ያ ባትሪ እንግዲህ መሙላት አለብኝ ማለት ነው መጀመሪያ ስለዚህ ባትሪውን መሙላት አለብኝ ያን ባትሪ ከሞለው በኋላ ለመገልገያነት እጠቀማለሁ ማለት ነው ስለዚህ ያን ባትሪ በአግባቡ መሙላት መጀመሪያ ያስፈልጋል ማለት ነው ያን ባትሪ በአግባቡ ከሞላን በኋላ መጠቀም እንችላለን ስለዚህ ስልክህን ምን ያህል ጊዜ ትሞላለህ? ወይም ደግሞ ታደርገዋለህ ቻርጅ ወይም ደግሞ ባትሪ ታደርጋለህ ነው ለሚለው ጥያቄ እንግዲህ እኔ በየሦስት ሰዓት ተኩል ወይም ደግሞ በየቀኑ ስልኬን በአንድ ቀን በአንድ ቀን ልዩነት ቻርጅ አደርገዋለሁ ማለት ነው

እሺ እንግዲህ ሰዎችን በአይን ትመለከታለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ሰዎችን በአይን ማየት እንዴት ነው? ሰዎችን በአይን ማየት ለምን ይጠቅማል ሰዎችን በአይን ትከታተላህ ወይ የሚለው ጥያቄ እንግዲህ። ለማየት እንሞክራለን በዚህ አያይዘን እንግዲህ ለመመለስ እንሞክራለን። ሰዎችን በአንድ ትመለከታለህ ወይ ለሚለው እንግዲ እንደ ሰው እንግዲ ሰው ሆኖ በአይን የማያ የለም። ሰው ሆኖ በአይን እንግዲ አይን ለማየት ነው የተፈጠረው አይን ለመመልከት የተፈጠረው እንግዲህ ሰዎችን በአይን ማየት ያስፈልጋል። ስለዚ ሰዎችን ለማወቅ ሰዎችን ለመለየት እንግዲ ማየት ያስፈልጋል። ሁለቱ ስለዚ ሰዎችን በአይን ታያለህ ወይ ለሚለው ጥያቄ? አዎ ሰዎችን በአይን አያለሁ። ምክንያቱም እንግዲህ አይን የተሰጠው ለማየት ስለሆነ አይን የሚያስፈልገው ዋና ጥቅሙ እንግዲህ ለማየት ስለሆነ ሰዎችን በአይን አያለው ማለት ነው። ስለዚህ ሰዎችን በአይን ሳይ እንግዲ ብዙ ጥቅሞችን ላገኝ እችላለው። ሰዎችን ብቻ ሳይሆን እንግዲ የተለያዩ እቃዎችን የተለያዩ ቁሳቁሶችን የተለያዩ መልካምድሮችን ዛፎችን እፅዋትን እንስሳትን ወፎችን ሰማይን ጨረቃን ከዋክብትን ከዋክብትን ፀሀይን ላይበት እችላሉ ማለት ነው። ስለዚ ሁሉንም ነገር የሚታየኝን ነገር ሁሉም ማየት እችላለው ማለት ነው። ነገር ግን ሰዎችን ብቻ ሳይሆን ማለት ነገር ግን ሰዎችን በአይን ትመለከታለ ወይ ለሚለው ጥያቄ? አዎ ሰዎችን በአይን እመለከታለው ምክንያቱም መጥፎ ሰዎች ሊሆኑ ይችላሉ ጥሩ ሰዎች ሊሆኑ ይችላሉ እነዛን እንግዲ ምለየው በአይኔ አይቼ ነው ማለት ነው። ስለዚ ሰዎችን በአይን ካየን ጥሩ ሁኔታቸው መጥፎ ሁኔታ ላይ እንደሆኑ እርዳታ እንደሚያስፈልጋቸው እርዳታ ያስፈልጋቸዋል ወይስ አያስፈልጋቸውም ሚለውን የማየት እድል አለኝ። ማለት ስለዚህ በአይኔ ምመለከታቸው ከሆነ ሌላ በምንም ልመለከታቸው አልችልም ማለት ስለዚ በአይኔ ብቻ ነው ልመለከታቸው የምችለው ማለት ነው። ስለዚ ሰዎችን በአይኔ እመለከታለው ሰዎችን እመለከትና የተለያዩ ሀሳቦች ይመጡልኛል ማለት ነው። እንግዲህ መጥፎ ሰዎች ከሆኑ ልሸሻቸው እችላለው ልሮጥ እችላለው ወይም ደሞ ላመልጣቸው እችላለው ነገር ግን ጥሩ ሰዎች ከሆኑ ልቀርባቸውና ልግባባቸው ምችላሉ ማለት ነው። ስለዚ እርዳታ የሚስፈልጋቸው ሰዎች ሊሆኑ ይችላሉ ወይም ደሞ መጥፎ ሰዎች ሊሆኑ ይችላሉ ወይም ደሞ ጥሩ ሰዎችም ሊሆኑ ይችላሉ ነገር ግን እኔ በአይኔ አይቼ መለየት ይገባኛል። ማለት ስለዚ የሰው ልጅ አይንን የተፈጠረለት እንግዲ ለማየት ነው እና ያንን ነገር አይቼ ተመልክቼ መወሰን ያስፈልገኛል ማለት ነው። ከዛ በተጨማሪ እንግዲ መልካምድርን ለማድነቅ አይበታለው ማለት ነው። እንግዲ እይኔን ሚያስፈልገኝ መልካምድሩን ፀሀይን ደመናን ጨረቃን በቃ የተለያዩ ነገሮችን በማየት የተለያዩ ነገሮችን በማየት አምላኬን ማመስገን ይጠበቅብኛል። ምክንያቱም አምላኬ የሰጠኝ እንግዲህ አይኔን እንዳመሰግንበት እንዳይበት ነው እና ያንን እንግዲ ማየት ያስፈልገኛል ማለት ነው። እንግዲ የተለያዩ ቁሳቁሶችን የተለያዩ ቴክኖሎጂዎችን የማየት እድል አለኝ ማለት ነው። በዚህ ዘመን እንደመሆኔ መጠን እንግዲ የተለያዩ ነገሮችን የማየት እድል አለኝ እንግዲ ብዙ እጽዋትን ብዙ ተግባራትን የተለያዩ መድሃኒቶችን የተለያዩ እንዴት እንደሚቀመሙ መድኃኒቶች የማየት እድል አለኝ ማለት ነው። ስለዚ እነዛን የማየው እንግዲ በአይኔ ኖሮ ስለዚ ሰዎችን በአይን ትመለከታለህ ወይ ለሚለው ጥያቄ? አዎ ሰዎችን በአይን እመለከታለው ነገር ግን ሰዎችን በአይን ማየት ብቻ ሳይሆን እጽዋትን እንስሳትን አራዊትን ነፍሳትን የማየት እድል አለኝ ማለት ነው። ስለዚ እኔ ለብዙ ነገር ይጠቅመኛል ለሰዎች ብቻ መመልከቻ ሳይሆን የተለያዩ እንስሳትን የተለያዩ እጽዋትን ማየት ያስችለኛል ማለት ነው። ስለዚ መልካምድርን ለማድነቅ መልካምድርን ለማየት ለመመልከት እንግዲ የሰው ልጅ አይን ከሌለው ብዙ ጥቅሞችን ያጣልና እነዛን ነገሮችን ለማግኘት እንግዲ አይኔን እጠቀምበታለው ማለት ነው። ስለዚህ ብዙ ጥቅሞች አለው በአይኔ መመልከቴ ብዙ ጥቅሞች አለ። ከእነዛም ውስጥ እንግዲ ሰዎች ጥቁር ናቸው ቀይናቸው ሀብታም ናቸው ደሃ ናቸው የሚለውን እንግዲ በአይኔ አይቼ መለየት እችላለው ማለት ነው። ስለዚ የሰው ልጅ አይንን በመጠቀም ብዙ ተግባራትን ማረግ ይችላል ሰዎችን መመልከት ይችላል የሰዎችን አስተሳሰብ የሰዎችን አመለካከት ከተግባራቸው ጋር አዋህዶ ማየት ይችላል ስለዚ አለባበሳቸውን አይቶ መገመት ይችላል አረማመዳቸውን አይቶ ማየት ይችላል ያአካላቸውን ብቃታቸውን ጥንካሬያቸውን ማየት ይችላል ማለት ነው። ስለዚ ሰዎችን በአይን ትመለከታለ ወይ ለሚለው ጥያቄ? ሰዎችን በአይን መመልከት በጣም ደስ የሚል ነገር ነው በጣም አሪፍ ነገር ነው ስለዚ እነዛን በማየት እነዛን በመተግበር ብዙ ጥቅሞችን ማግኘት እችላለው ማለት ነው። ስለዚ ብዙ ተግባራትን ብዙ ጥቅሞችን ላገኝበት የሚችል አንዱ መንገድ ነው ማለት ነው። ስለዚ ሰዎችን በአይን ትመለከታለ ወይ ለሚለው ጥያቄ? አዎ በአይን እመለከታለው ምክንያቱም ሰዎች እንግዲ ጥሩ ገጽታቸውን ማየት አለብኝ ማለት ነው። የሰው ፊት እንግዲ የእግዚአብሔርን ፊት ይመስላል ይባላል እንግዲ በሃምሳሉ ፈጥሯቸዋል ይባላልና ያን ፊት ራሱ ማየቴ በጣም እድለኛነት ነው። እና ስለዚ የሰዎችን ፊት በማየት ሴቶችንና ወንዶችን የመለየት እድል አለኝ ማለት ነው። ስለዚ ሴቶችን ህፃናትን አዛውንቶችን ወጣቶችን የመለየት እድል ስላለኝ ሰዎችን በአይኔ እመለከታለው ማለት ነው። ስለዚ ሰዎችን በአይን ትመለከታለ ወይ

እሺ እንግዲህ የጎረቤቶችን ድምጽ ትሰማለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ አዎ የጎረቤቶችን ድምጽ እሰማለሁ እንግዲህ የጎረቤቶችን ድምጽ መስማት ማለት ናት ነው ለምን ይጠቅማል? ምንስ ጉዳት አለው የሚለውን እንግዲህ በዚህ አያይዘን ለማየት እንሞክራለን። እንግዲህ የጎረቤቶችን ድምጽ ትሰማለህ ወይ የሚለው? እንግዲህ አዎ ብዙ ጊዜ የጎረቤቶቼን ድምጽ እሰማለሁ ምክንያቱም ጎርቤቶቼ ማለት ከእኔ አጠገብ የሚኖሩ ከእኔ አጠገብ የሚቀመጡ ወይም ደግሞ ለዘመናት እኔ አካባቢ የቆዩ ሰዎች ናቸው ማለት ነው። ስለዚህ በእኔ ሰፈር በእኔ አጠር አጠገብ የሚኖሩ ሰዎች እንግዲህ ጎረቤት ይባላሉ ማለት ነው። እንግዲህ ብዙ አይነት ጎረቤት አለ። የሀገራት ጎረቤት አለ ሀገር ጎረቤት ማለት እንግዲህ ከሀገር አቅራቢያ የሚኖሩ በሀገር አካባቢ የሚኖሩ የሀገር አዋሳኝ ወይም ደግሞ የድንበር ድንበር አካባቢ የሚኖሩ ሰዎች ናቸው ማለት ነው። ስለዚህ እነዛ ሰዎች አሉ አንድም ይሄ ደግሞ የቤት የቤት በአጠር ወይም ደግሞ በቤት አካባቢ የሚኖሩ ሰዎች ደግሞ ጎረቤት ይባላሉ። እንግዲህ እነዛ ብዙ አይነት ጎረቤት አለ። ያን ጊዜ እንግዲህ አሁን የተጠየቀው እዚህ ጋር የጎረቤቶችን ድምጽ ትሰማለህ ወይ ለሚለው ጥያቄ? እንግዲህ ጎረቤት አካባቢ የሚባለው እንግዲህ በቤቴ አቅራቢያ ያሉ ዘመዶቼ ሊሆን ይችላሉ ደግሞ በአካባቢያ ያሉ በቅርብ የሚገኙ ሰዎች ናቸው ማለት ነው። ስለዚህ እነዛ ጎረቤት ይባላሉ ማለት ነው። እንግዲህ የጎረቤቶችን ድምጽ ትሰማለህ ወይ ነው የሚለው ጥያቄ? አዎ እሰማለሁ ምክንያቱም እንግዲህ ከአጥር ጋር ከአጥሬ አጠገብ ስላሉ ወይ ደግሞ አቅራቢያዬ ላይ ስላሉ ሲስቁም ሊሆን ይችላል ሲጮሁ ወይም ደግሞ ሲጫወቱ ህፃናቶችንም ሆነ ትልልቆቹን ልሰማቸው እችላለሁ ማለት ነው ምክንያቱም እዛው ቅርብ ስለሆነ እዛው አጠገቤ ስለሆነ የተለያዩ ድምፆችን የተለያዩ የሚያደርጓቸውን ነገሮች ልሰማቸው እችላለሁ ማለት ነው። ስለዚህ እነዛን በመስማቴ ችግር ከተፈጠረባቸው ቶሎ ለመድረስ የተለያዩ ነገሮች ሲፈጠሩባቸው ቶሎ ለመድረስ ወይም ደግሞ ሌባ ሊያጋጥማቸው ይችላል እንግዲህ ሌባ ሲያጋጥማቸው የተለያየ ነገር ሊያደርጉ ይችላሉ ሊጮህ ይችላሉ የተለያየ ነገር ያደርጋሉ ማለት ነው። ስለዚህ ያን ጊዜ እኔ ፈጥኜ ካልደረስኩላቸው እኔ ፈጥኜ የማልደርስላቸው ከሆነ ሊጎዱና ሊሰረቁ ይችላሉ። ስለዚህ እኔ ድምፃቸውን ሰምቼ ወይም ደግሞ ጨዋታቸውን ሰምቼ ወይም ደግሞ ጥሪያቸውን ሰምቼ መድረስ አለብኝ ማለት ነው። ስለዚህ በዛን ጊዜ ስደርስላቸው ጥሩ ይሆናል ማለት ነው። ምክንያቱም እነሱም በሌላ ጊዜ እኔ ላይ በሚፈጠር ነገር ወይም ችግር ሲፈጠርብኝ እነሱ ናቸውና የሚደርሱልኝ እና መተባበርና መንተጋገዛችን ጥቅም አለው ማለት ነው። ስለዚህ የጎረቤቶቼን ድምጽ ትሰማለህ ወይ የሚለኝ ለሚለው ጥያቄ? አዎ የጎርቤቶቼን ድምጽ እሰማለው ምክንያቱም አጠገቤ ስላሉ አጠገቤ ስለሚኖሩ የጎረቤቶቼን ድምጽ እሰማለሁ ማለት ነው። ከዛ በተጨማሪ እንግዲህ የጎረቤቶችን ድምጽ እንግዲህ በደስታ ጊዜ ልሰማው እችላለሁ ምክንያቱም በሰርክ ጊዜ ጭፈራ ሊኖር ይችላል የተለያዩ ድምጾች ሊኖሩ ይችላሉ የተለያየ ሙዚቃ ሊዘፍኑ ይችላሉ ያን ጊዜ እንግዲህ ልሰማቸው እችላለሁ ማለት ነው። እንግዲህ የዛን ጊዜ አብረን ተባብረን እንግዲህ ሰርግ ልናደርግ እንችላለን የተለያዩ ነው ጉዳዮችን ልናስፈጽም ይችላል የተለያዩ በዓላትን አብረን ልናከብር እንችላለን የተለያዩ ዝክሮችን አብረን ልናደርግ እንችላለን እንግዲህ መታሰቢያዎችን ስናደርግ የተለያየ በዓላትን ስናከብር ልቅሶን ስናደርግ እንግዲህ በዛን ጊዜ እንግዲህ ድምጾቻቸውን ልሰማ እችላለሁ ማለት ነው። ስለዚህ እነዛን ድምጾች መስማት ብዙ ጥቅም አለው እነዛን ድምጾች እንግዲህ መስማት ብዙ ተግባራት አሉ መኖራቸውን ራሱ ማረጋገጥ አንድ ነገር ነው እና ከዛ በተጨማሪ ደግሞ የነሱን መኖር የነሱን መገኘት እንግዲህ ማወቅ ያስፈልጋል ማለት ነው። እንግዲህ እኔ ቅርባቸው ዘመዳቸው እንደመሆኔ መጠን ወይም ደግሞ የቅርብ ጎረቤታቸውን እንደመሆኔ መጠን የነሱን መኖርና አለመኖር ማረጋገጥ ይኖርብኛል። ከዛ በተጨማሪ እንግዲህ ጎረቤቶቼ ምን እንደሆኑ ምን እንዳጋጥማቸው ምን ደስታም ይሁን ሀዘን እንግዲህ አብረን በጋራ ልንወጣው የምንገባው ነገር ነው። እና በጋራ ልናልፈው የሚገባ ነገር ነው። እና ስለዚህ በጋራ ተሰባስበን በጋራ ተዛምደን ልናልፈው የሚገባ ነገር ስለሆነ እኔም ሲያወሩ እነሱም ስናወራ ልንሰማቸው ወይም ደግሞ ልናረዳዳ ይገባናል። ስለዚህ የጎረቤቶችን ድምጽ ትሰማለህ ወይ ለሚለው ጥያቄ? የጎረቤቶችን ድምጽ አዎ እሰማለሁ ነገር ግን ለነሱን ለማማት ለነሱ መጥፎ ነገር ሳይሆን እነሱን መጥፎ ለነገር ለማድረግ ወይም ደግሞ እነሱን ለመሰለል ሳይሆን ለእነሱ ጥቅም ለእነሱ እርዳታ ወይም ደግሞ የተቸገሩት ነገር ካለ ለማገዝ የተለያየ ጉዳዮችን አብረን ለማስፈሰም የተለያየውን ሰርጎችን ሀዘኖችንም ሆነ ደስታዎችን አብረን ለማሳለፍ የነሱን ድምጽ እሰማቸዋለሁ ማለት ነው ስለዚህ ብዙ ጥቅሞችን ይሰጠኛል ማለት ነው። ከእነሱ ጋር እነሱን ድምጽ መመስማቴ እነሱን ሀሳብ በመጋራቴ እነሱን ችግር በመፍታቴ ለኔም ለነሱም ጥቅም ይሰጠናል። ማለት ስለዚህ ጎረቤታችን ጋር አብረን የምንግባባ ከሆነ አብረን የምንሰማቸው የምንሰማማ ከሆነ ብዙ ጥቅሞችን ልናገኝበት የምንችል ብዙ ተግባራትን አብረን ልናደርግ የምንችል ሁኔታ አለና ስለዚህ የጎረቤትን ድምጽ መስማት መተግበር ማከናወን ብዙ ጊዜ ይጠቅማል ማለት ነው። ስለዚህ አጠገባችን ስላሉ አጠገባችን ስለሚኖሩ አጥራችን ጥግ ስለሆኑ ስለዚህ

እሺ እንግዲህ ስትታመም ከስራ ትቆያለህ ወይ የሚል ጥያቄ ነው? እንግዲህ የደረሰኝ እንግዲህ የሰው ልጅ ይታመማል ህመም ማለት እንግዲህ በብዛት የሰዎች ልጅ ሊቆርጣቸው የሚችል ወይም ደግሞ ራሳቸውን ሊያማቸው የሚችል ወይም ደግሞ ሊሰነጣጥቃቸው ሊፈላልጣቸው ወይም ደግሞ ሊቆራርጣቸው ወይም ደግሞ ሊቦጫጭራቸው የሚችል የህመም አይነት ነው እንግዲህ ህመም እንግዲህ በብዙ አይነት መንገድ ይመጣል። አንደኛ እንግዲህ በሰው ሰራሽ ነገሮች ሊመጣ ይችላል ያም እንግዲህ በጉዳት ሊሆን ይችላል በመኪና ግጭት ሊሆን ይችላል በተለያዩ አደጋዎች ሊሆኑ ይችላሉ። ከሰው ጋር ስንጣላ ወይም ደግሞ የተለያዩ ጉዳቶች ይደርሱብናል ማለት ነው። በዚያ አንፃር ሊመጣ ይችላል አንደኛው ደግሞ በተፈጥሮአዊ መንገድ እንግዲህ ህመም ሊመጣ ይችላል። እነዚያም እንግዲህ በተለያዩ ምግቦች መመረዝ የተለያዩ እንቅፋቶች ሲመቱን የተለያዩ ሁኔታዎች ሲያጋጥሙን እንግዲህ በዚያን ጊዜ ሊመጣብን ይችላል ማለት ነው። ህመም እንግዲህ ያን ህመም እንግዲህ እንዴት መቆጣጠር እንችላለን ወይም ደግሞ ህመምን እንዴት ማስታገስ እንችላለን? ለሚለው አንግዲህ መፍትሄ አለው እንግዲህ ያ መፍትሄ ምንድን ነው? ወደ ሀኪም ቤት በመሄድ የተለያዩ መድሃኒቶችን በመውሰድ የተለያዩ ነገሮችን በመጠቀም እንግዲህ ባህላዊም ሆነ ዘመናዊ ሀኪም ቤቶች ጋር በመኬድ ወይም ደግሞ በመታከም እንግዲህ ልንድን እንችላለን። እንግዲህ ያን በሽታ በተለያዩ መመረዞች ሊሆን ይችላል ወይም ደግሞ የተለያዩ የቆዩ ምግቦችን ስንመገብ ወይም ደግሞ የተለያዩ እንቅፋቶች ሲመቱን ወይም ደግሞ ልንሰበር እንችላለን ኳስ ስንጫወት ሊሆን ይችላል የተለያዩ ስፖርቶችን ስሰራ ልንሰበር እንችላለን ከዚያ አንፃር ብዙ አይነት የህመም መንገዶች አሉ። እንግዲህ ከነዚያ አንፃር እንግዲህ ህመም ሊከሰትብን ይችላል ያን ህመም እንግዲህ ልንቆጣጠር የምንችለው እንግዲህ በብዙ መንገድ ነው። አንደኛ እንግዲህ ከተሰበርን ልንታሽ እንችላለን ባህላዊ አዋቂዎች ጋር ሄደን እንግዲህ ባህላዊ መድሃኒተኞች ጋር ሄደን ልንታሸን እንችላለን። እንግዲህ ስንታሽ ብዙ ያማል ብዙ ያስጠላል ነገር ግን ያው መዳን ስላለብን እዚያ ሄደን እንታሻለን ማለት ነው። ስለዚህ ስንታሽ ያው ወደ ነበረበት ይመለስልናል ከዛ በተጨማሪ እንግዲህ የህመም ከሆነ የሆድ ቁርጠት ወይም ደግሞ የተለያዩ ራስ ምታት ምናምን ከሆነ ደግሞ በዘመናዊ መንገድ እንግዲህ የተለያዩ ነገሮች አሉ። እነዚያን በመጠቀም የተለያዩ መድሃኒቶችን በመጠቀም እንግዲህ ልንጠቀምበት እንችላለን ማለት ነው። ያም እንግዲህ ብዙ ጥቅሞች ይኖሩታል ያም ምንድነው? ጥቅሙ ብለን ስናይ የተለያዩ ጥቅሞች አሉት እነዚያም ምንድን ናቸው? ብለን ስናይ እንግዲህ ስንታመም መድሃኒትን ትወስዳለህ ያ መድሃኒት እንግዲህ ለድነታችን ወይም ደግሞ ለመዳን ከህመሙ ለመላቀቅ የምንጠቀምበት መንገድ ነው ማለት ነው። ስለዚህ ስታምም ከስራ ትቆያለህ ወይ? ለሚለው ጥያቄ አዎ ስታመም ከስራ እቆያለሁ ምክንያቱም እንግዲህ የሰው ልጅ እረፍት ያስፈልገዋል የሰው ልጅ እንግዲህ ሲታመም ማሰብ አይችልም በስርዓት ማሰብ አይችልም ስለዚህ ህመሙ በጣም ይበስበታል ማለት ነው። ስለዚህ ያ ጉዳት እንዳይደርስብኝ ያ ነገር እንዳያጋጥመኝ ስራ አልገባም ማለት ነው። ምክንያቱም ስራ የምገባ ከሆነ ወይም ደግሞ ስራ ወደ ስራ የምገባ ከሆነ ታምሜ ስራውን በስርዓት ላልሰራ እችላለሁ ስራውን በትክክል አልሰራዉም ስለዚህ ስራውም ይበላሻል እኔም ደግሞ እደክማለሁ ማለት ነው። ስለዚህ እኔ በስርዓት ታክሜ በስርዓት ታምሚ ቤቴ ተንከባክበዉኝ ቤተሰቦቼም ሆነ ሌላ ዘመድ ይንከባከቡኝ እና በስርዓት ከታከምኩ በኋላ ስድን ወደ ስራ ብመለስ ይሻላል ማለት ነው። ምክንያቱም በጥሩ መንፈስ የማይሰራ ስራ ውጤታማ ሊሆን ስለማይችል ምክንያቱም እያመመኝ የምሰራው ስራ እየተበሳጨሁ እየተናደድኩ ልሰራው ስለምችል ያን ጊዜ እንግዲህ የተለያየ ውሳኔ ላይ ስለምደርስ የተለያየ መጥፎ ውሳኔ ሊያጋጥመኝ ይችላል በደንብ ሳላስብበት የምሰራው ስራ ስለሆነ ስለዚህ ስራው ሊበላሽ ይችላል ማለት ነው። ስለዚህ ስራው እንዳይበላሽ ስራው እንዳይስተጓጎል ያንን ጊዜ እንግዲህ ሰውን አስገብቼ በእኔ ቦታ የተለየ ችሎታ ያለውን ሰው በእኔ ቦታ አስገብቼ እንግዲህ ያንን ስራ ወይም ደግሞ አስፈቅጄ ከአለቃዬ አስፈቅጄ ልቀር እችላለሁ ማለት ነው። ስለዚህ ከስራ እቆያለሁ ማለት ነው። ስለዚህ ከስራ ስቆይ እንግዲህ አንደኛ ስራው አይበላሽም ምክንያቱም ሌላ ሰው ይሰራዋል ስራውን ከዚያ በተጨማሪ እንግዲህ እኔም ጤነኛ ሆኜ ወደ ስራዬ የምመለስበትን አጋጣሚ አገኛለሁ ማለት ነው። ከዛ ነገር ግን ያን ስራ እሰራዋለሁ ብዬ ብታገል አንደኛ እኔ ህመሜ እየበረታብኝ ይሄዳል ከዛ በተጨማሪ ደግሞ ስራው የማያውቀው ቦታ ላይ ሊወድቅ ይችላል ምክንያቱም እኔ በደንብ አልሰራውም በስርዓት ስለማልሰራው በትክክል ስለማልሰራው ስራው ሊበላሽ ይችላል ማለት ነው። ስለዚህ ስትታመም ከስራ ትቆያለህ ለሚለው ጥያቄ? አዎ ከስራ እቆያለሁ ምክንያቱም የተለያዩ ውሳኔዎችን ለመወሰን ጤናማ መሆን ያስፈልጋል ጤናማ ለመሆን ደግሞ ከህመም በሽታ መጀመሪያ መዳን ያስፈልጋል ማለት ነው። ስለዚህ ከህመሙ በሽታው ለመዳን ያንን ህመም መጀመሪያ መታከም መዳን አለብኝ ማለት ነው። ስለዚህ ያንን ህመም ለመዳን ደግሞ ሀኪም ቤት ሄጄ በስርዓት ታምሜ ቤቴ ሆኜ ቁጭ ብዬ በቤተሰቦቼ ተንከባክበውኝ ምናምን ልድን ያስፈልጋል ማለት ነው። ስለዚህ ስትታመም ከስራ ትቆያለህ

እሺ እንግዲህ የቅጥር ሂደት እንዴት ነው የሚል ጥያቄ ነው? የደረሰኝ እንግዲህ ቅጥር ሂደት የሚጀመሪያው መጀመሪያ ስራ መጀመሪያ ትምህርት መማር አለብን። እንግዲህ የተለያዩ ትምህርቶችን የተለያዩ ውጤቶችን የተለያዩ ስልጠናዎችን ከወሰድን በኋላ የተለያየ የስራ ዘርፍ እንግዲህ አሁን ለምሳሌ ከዩኒቨርሲቲ ተመርቀን ቢሆን የተለያየ ሙያዎች ላይ ልንሆን እንችላለን። እንግዲህ ምን አሁን ኢኮኖሚክስ ነኝ ኢኮኖሚስት እንግዲህ የተለያየ ሙያ አለው ያንን ነገር ተምረን ሰልጥነን ስንወጣ ከዩኒቨርስቲ እንግዲህ ስራን እንፈልጋለን ማለት ነው። እንግዲህ ስራ ስንፈልግ መጀመሪያ ምን እናደርጋለን መጀመሪያ የተለያዩ ቦርዶች ላይ የተለያዩ ማስታወቂያዎችን እናነባለን ማለት ነው። እንግዲህ ያንን ማስታወቂያ አንብበን ያንን ማስታወቂያ ስናገኘው እንግዲህ በእኛ ዘርፍ የሆነውን በእኛ የስራ ዘርፍ ከወጣልን ማስታወቂያው እዛሂደን እናመለክታለን ወይም ደግሞ የስራ ወይ ደግሞ የትምህርት ውጤታችን ይዘን ሄደን ሄደን እዛ እናመለክታለን ማለት ነው። እኔ የዩኒቨርሲቲ ተማሪ ነኝ ከዚህ ከዚህ ነው የመጣሁት የስራ ልምድ ካለኝም አሳይቼ ከዩኒቨርሲቲ ከወጣሁም የስራ ልምድ የለኝም ብዬ የተለያዩ መረጃዎችን ሰጥቼ እንግዲህ እመዘገባለሁ ማለት ነው። እንግዲህ ያንን ምዝገባውን ከተመዘገብኩ በኋላ የፈተና ቀን ይኖራል እንግዲህ የፈተና ቀን ሲኖር ያን ጊዜ ምን አደርጋለሁ? የፈተና ቀን ይኖራል እንግዲህ የተለያዩ መረጃዎችን አንብቤ እሄዳለሁ። እኔ የተለያዩ ጽሁፎችን የተለያዩ ስለ ድርጅቱ ምን ምን እንደሚ እንደሚያወጣ ፈተናውን እንግዲህ ለመገመት እሞክራለሁ እኔ ፈተናውን አላውቀውም። ያን ጊዜ እንግዲህ የተለያዩ መርጃዎችን ጠያይቄ ብዙ ሰውን አማክሬ ፈተና ሊወጣ የሚችለውን አነባለሁ ከዛ በተጨማሪ የተለያዩ ሙያዎችን እለምዳለሁ ማለት ነው። ከዛ በኋላ ያንን ፈተና ስፈተን እንግዲህ የቃል መጀመሪያ ጽሁፍ ፈተና አለ የጽሁፉን ፈተና ካለፍኩኝ የጽሁፉን ፈተና እፈተንና ያንን ፈተና ካለፍኩኝ እንግዲህ ወደ ቃል ፈተና ነው የምሄደው ማለት ነው። እንግዲህ ያ ተጣርቶ ያለፉ ልጆች እንግዲህ ወደ ጽሁፍ ፈተና ይገባሉ ወደ ቃል ፈተና ወይም ደግሞ ወደ ቃል ፈተና ይገባሉ ማለት ነው። ስለዚህ ያንን የቃል ፈተና ደግሞ እልማመድ እና የተለያዩ በኮንፊደንስ መመለስ አለብኝ እንግዲህ የተለያየ ኮንፊደንስ ሊኖረኝ ይገባል እንግዲህ ሳብራራ ችሎታ ሊኖረኝ ይገባል ያንን ችሎታዬን ተጠቅሜ ያንን እውቀቴን ተጠቅሜ ዩኒቨርሲቲ ጀምሬ ያካበትኩትን ከታች ከልጅነት ጀምሮ የሰማሁትን ነገር ሁሉ ያንን ነገር ተግባራዊ ማድረግ አለብኝ ማለት ነው። እንግዲህ ውጤታማ ለመሆን ወይም ደግሞ ስራው ላይ ለመቀጠር የተለያዩ እውቀቶችን እዛ ላይ ማውጣት ማሳየት አለብኝ ማለት ነው። እንግዲህ ኮንፊደንሴ ምን ያህል እንደሆነ እውቀቴ ምን ያህል እንደሆነ እነሱ ይገመግማሉ እኔ ደግሞ የተቻለኝን ጥሩ አድርጌ ነው ለማቅረብ እሞክራለሁ ማለት ነው። ከዛ ያንን ካደረኩ በኋላ እንግዲህ በቃል የተለያዩ ነገሮችን ካብራራው ከዘረዘርኩ በኋላ እንግዲህ ወደ ተለያየ ወደ ስራ መስክ ልገባ እችላለሁ ማለት ነው። እንግዲህ ያንን ካረኩ በኋላ ተቀጥረሃል ልባል እችላለሁ ከሌሎች የተሻለ ውጤት ካለኝ ከሌሎቹ የተሻለ እውቀት ካለኝ እንግዲህ ታይቶና ተመዝግቦ ያን ጊዜ ውጤት ይሰራል ያ ውጤት ሲመጣ የኔ ከሆነ ምናልባት ያን እንግዲህ ይዤ ወደ ስራው እሄዳለሁ ማለት ነው። ስራ እንግዲህ በተለያየ ደሞዝ በእነሱ ምርጫ ሊሆን ይችላል እንግዲህ ደሞዙ ፊክስ ቋሚ ሊሆን ይችላል በዛ አማካኝነት ያንን ስራ አገኛለሁ ማለት ነው። ያን ስራ እንግዲህ ካገኘው በኋላ ለሳምንትም ሆነ ለተወሰነ ቀን እንግዲህ ስልጠና ይሰጡኛል ማለት ነው። እዛ ውስጥ እንግዲህ የተለያዩ ስልጠናዎችን ይሰጡኛል የተለያዩ እንዴት ስራው እንደሚሰራ ስራው እንዴት ማክናው እንዳለብኝ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ የተለያዩ ነገሮችን ምክሮችን ጨምረው ይነገሩኛል ያስተምሩኛል ከዛ በኋላ ወደ ስራ እንግዲህ በተግባር እሞክረዋለሁ ማለት ነው ወደ በተግባር እየሞከርኩኝ ራሴ እየተለማመድኩኝ ራሴ የተለያዩ ስራዎችን እየሞከርኩ የተለማመድኩ እንግዲህ መስራት እጀምራለሁ ማለት ነው። እንግዲህ የመሳሳተው ከሆነ ነገር ካለ ወይም ደግሞ የጠፋኝ ነገር ካለ እነሱን እየጠየኩ እያማከርኩ አለቃዬን እያማከርኩ እንዲህ ቢሆን እንደዚህ ይሆናል እንደዚህ ቢሆን እንደዚህ ይሆናል እያልኩኝ እያማከርኩኝ እንግዲህ የተለያዩ ስራዎችን መስራት እጀምራለሁ ማለት ነው። እንግዲህ ያን ስራ ሰርቼ ብዙ ውጤታማ ከሆንኩኝ እንግዲህ ወደተለያዩ ነገሮች ላይ መግባት እችላለሁ ማለት ነው። እንግዲህ እኔ ውጤታማ ሆኜ ያንን ነገር በራሴ መስራት ከቻልኩኝ ከዛ ሌሎችንም በዚሁ ደግሞ ማስተማር ወይም ደግሞ መቅጠር እችላለሁ ማለት ነው። ስለዚህ የስራ ቅጠር ይሄን ይመስላል የስራ ቅጠር ሂደት እንዴት ነው ለሚለው ጥያቄ? እንግዲህ ይህንን የመስራት ብዙ ወጣ ውረዶች አሉት ነገር ግን ብዙ ተማሪዎች ይመጣሉ ያንን ሁሉ አልፈን ያንን ሁሉ ጥሩ እውቀት እና ጥሩ ኮንቪደንስ ሊኖር ይገባል ምናምን ስለ ስራው ብዙ እውቀት ሊኖርን ያስፈልጋል ብዙ ጥቅማ ጥቅሞችን ለማግኘት እንግዲህ ብዙ እውቀት ሊኖረን ያስፈልጋል ማለት ነው። ስለዚህ የተለያዩ እውቀቶች የተለያዩ ኮንቪደንሶች ያስፈልገናል ማለት ነው። ስለዚህ የቅጥር ሂደት እንዴት ነው ለሚለው ጥያቄ? ይሄን ይመስላል ከዛ በተጨማሪ እንግዲህ ብዙ መጽሐፍትን በማንበብ የተለያዩ የቅጥር ሂደቶችን ማወቅ ይቻላል ማለት ነው። እናም ይሄንን

እሺ እንግዲህ ላፕቶፕ አለህ ወይ? የሚል ጥያቄ ነው የደረሰኝ። እንግዲህ ላፕቶፕ ማለት ማለት ነው ላፕቶፕ ምን ይጠቅማል? ላፕቶፕ ለምን አገልግሎት ይውላል? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። ጥቅሞዎቹስ አድቫንት ጉዳቶዎቹስ ምንድን ናቸው? የሚሉትንም በዛው እናያለን ማለት ነው። ስለዚህ ላፕቶፕ እንግዲህ ማለት ላፕቶፕ ማለት ቁሳቁስ ነው። አንድ የቤት ቁሳቁስ ወይም ደግሞ መገልገያ ነው። የተለያዩ ሪሰርቾችን ወይም ደግሞ ጽሁፎችን የምናቀርብበት ትምህርት ስንመረቅ አካባቢ የሚገኝ ወይም ደግሞ የተለያዩ ጽሁፎችን የምናነብበት ቪዲዮዎችን የምናይበት ቲክቶኮችን የምንሰማበት ወይም ደግሞ የተለያዩ ዜናዎችን የምናገኝበት ወይም ደግሞ የተለያዩ መረጃዎችን ልናገኝበት የምንችል ወይም ደግሞ ዜናዎችን ሆነ የተለያዩ መጽሐፎችን ልናነብበት የምንችል አንድ እንግዲህ መገልገያ እቃ ነው። ስለዚህ ያን እቃ እንግዲህ ብዙ ጊዜ እንጠቀምበታለን ማለት ነው። ስለዚህ ላፕቶፕ አለ ወይ? ለሚለው ጥያቄ አዎ ላፕቶፕ አለኝ። ላፕቶፕ እንግዲህ መኖሩ ምን ጥቅም አለው ለሚለው እንግዲህ ላፕቶፕ እንግዲህ ተማሪ ነኝ እኔ። ተማሪዎች እንግዲህ ብዙ ጊዜ ላፕቶፕ ያስፈልጋቸዋል። ላፕቶፕ እንግዲህ ለምን ያስፈልጋል ቢባል እንግዲህ ላፕቶፕ ለምንድነው የሚያስፈልገው ቢባል ንባቦችን ለማንበብ። የተለያዩ ንባቦች እንግዲህ ሰፋ ስለሚል ስክሪኑ ሰፊ ስለሆነ የተለያዩ ንባቦችን ለማንበብ። የተለያዩ ዜናዎችን ለማዳመጥ። ቪዲዮዎችን ለመስማት። ሙዚቃዎችን ለመስማት። እንግዲህ የተለያዩ ትምህርት ነክ ነገሮችን ለማከናወን እንግዲህ ይጠቅማል ማለት ነው። ያንን እንግዲህ ስንጠቀምበት ብዙ ጥቅሞች አሉት ያንን እንግዲህ በማየት ነው የምንገዛው ማለት ነው። እንግዲህ ስንገዛው ውድ ሊሆን ይችላል። ነገር ግን ያንን እንግዲህ ከሁኔታው አንፃር አይተን ከሁኔታው አንፃር አመዛዝነን ልንገዛው ይጠበቅብናል ማለት ነው። ምክንያቱም እንደ ሀገራችን አሁን ስልክ አለ ከስልክ ቀጥሎ ላፕቶፕ ነው። ከላፕቶፕ ቀጥሎ ፒሲ ይኖራል ማለት ነው። ስለዚህ ያንን ላፕቶፕ እንግዲህ ብዙ ጊዜ ልንጠቀምበት እንችላለን። ለምን እንጠቀምበታለን ቢባል እንግዲህ ስራ ላይ ደግሞ ስራ ላይ ስንወጣ እንግዲህ ስራዎች ላይ ሊያስፈልገን ይችላል ማለት ነው። ነገር ግን ለአያያዝ ምቹ ስለማይሆን እንግዲህ ትምህርት ቤቶች ላይ በብዛት ይገኛል ማለት ነው። እንግዲህ አንድአንድ ቦታ ላይ ቤት ውስጥ ነው የሚቀመጠው በብዛት ቤት ውስጥ ነው የምናስቀምጠው። ምክንያቱም ይዘን ለመዞር ስለማይመች ማለት ነው። ነገር ግን ስልክ ቢሆን ስልክን በኪሳችን ይዘን መዞር እንችላለን። ነገር ግን ላፕቶፕን በኪሳችን ይዘን ልንዞረው ስለማንችል ቤት ውስጥ ነው ልንጠቀምበት የምንችለው። ትልቅ ስለሆነ ከዛ ያንን እንዴት እንጠቀምበታለን እንደ ቴሌቬጅን ቁጭ አድርገነው ከዛ የተለያዩ ዜናዎችን፣ የተለያዩ ድራማዎችን፣ የተለያዩ ፁሑፎዎችን እና ንባቦችን ለማንበብ ነው የሚጠቅመን ማለት ነው። ስለዚህ ላፕቶፕ አለህ ወይ? ለሚለው ጥያቄ አዎ ላፕቶፕ አለኝ። ነገር ግን ያንን ብዙ ጊዜ አልጠቀመውም። ነገር ግን ስልክን በብዛት እጠቀመዋለሁ ማለት ነው። ግን ላፕቶፕ ምንድነው ጉዳቱ? ቢባል ደግሞ ጉዳት አለው። ላፕቶፕ የራሱ የሆነ ጉዳት አለው። አንደኛ ብርሃኑ አይናችንን ይጎዳናል። ብርሃኑ እንግዲህ በዛም በጣም ስለሚያንጸባርቅ ወይም ደግሞ አይናችን ላይ ስለሚፈልቅ ያ እንግዲህ አይናችንን ሊጎዳብን ይችላል ማለት ነው። ስለዚህ ያንን ብርሃን ቀንሰን ልንጠቀምበት ያስፈልጋል። ከዛ በተጨማሪ እንግዲህ እኛን እንግዲህ ከስራችን ሊያስተጓጉለን ይችላል። ምክንያቱም የተለያዩ ድራማዎችን፣ የተለያዩ ዘፈኖችን ወይም ደግሞ የተለያዩ መተግበሪያዎች ላይ ያሉ ቪዲዮዎችን ስናይበት ያንን ቪዲዮ በምናይበት ጊዜ ሊያጓጓን ይችላል። ያን በጉጉት ስናይ ስናይ ስንውል እንግዲህ ቀኑን ሙሉ ያንን በማየት ወይም ደግሞ ፊልሞችን በማየት ያን ጊዜ የምናሳልፍ ከሆነ የስራችን ጊዜ ሊሻማብን ወይም ደግሞ ጊዜያችንን ሊበላብን ይችላል። ስለዚህ ያንን ነገር በአግባቡ የማንጠቀምበት ከሆነ ጊዜያችንን ሊያባክንብን ይችላል ማለት ነው። ስለዚህ ጊዜያችንን በአግባቡ ለመጠቀም ጊዜያችንን በአግባቡ ለመያዝ እነዛን ነገሮች እንግዲህ በአግባቡ መጠቀም ያስፈልጋል ማለት ነው። ስለዚህ ላፕቶፕን በአግባቡ የምንጠቀም ከሆነ ላፕቶፕን በአግባቡ የምንይዘው ከሆነ ይጠቅመናል። ነገር ግን በአግባቡ የማንጠቀምበት ከሆነ ወይም ደግሞ በአግባቡ የማንይዘው ከሆነ ሊጎዳን ይችላል ማለት ነው። ስለዚህ እንዳንጎዳ ወይም ደግሞ ስራችን እንዳይተጓጎል። ትምህርታችን እንዳይጎዳ እንዳይተጓጎልብን በስርዓት እንግዲህ ላፕቶፖዎችን ሆነ ስልኮችን ፒሲዎችን በስርዓት በስርዓት እና በአግባቡ መጠቀም አለብን ማለት ነው። ስለዚህ ስለዚህ ላፕቶፕ ትጠቀማለህ ወይ? ለሚለው ወይም ደግሞ አለህ ወይ? ለሚለው ጥያቄ አዎ ላፕቶፕ አለኝ። ነገር ግን በአግባቡ እጠቀምባታለሁ። ከዛም በተጨማሪ እንግዲህ ልጆቻችን ላይ እንግዲህ ተጽኖ ሊፈጥር ይችላል። እንግዲህ የተለያዩ የተለያዩ የውጭ ሀገር ፊልሞችን ስናሳያቸው ወይም ደግሞ ሁል ጊዜ ላፕቶፕ እንዲጠቀሙ ስንሰጣቸው ያን ጊዜ አይናቸው ይጎዳል። አንደኛ ከዛ በተጨማሪ ደግሞ አስተሳሰባቸውን ወይም ደግሞ ባህላቸውን ሊረሱ ይችላሉ ማለት ነው። ምክንያቱም የተለያየ አስተሳሰብ የተለያየ ባህል ስላለ እዛ የውጪዎች ሀገር ፊልም ላይ ያንን ሊተገብሩብን ይችላሉ ማለት ነው። ስለዚህ ጥሩጥሩን መርጠን ወይም ደግሞ ለልጆች የሚመጥነውን ለልጆች የሚሆነውን እየመጠንን እንግዲህ ልጆቻችንን ማሳየት ያስፈልጋል ማለት ነው። ግን ልጆቻችንን ዝም ብለን የምንለቃቸው ከሆነ ወይም ደግሞ የማንቆጣጠራቸው ከሆነ የተለየ ነገር መጥፎ ቪዲዮም ሊያዩብን ስለሚችሉ ያንን ቪዲዮ በአግባቡ መጠቀም እና መጠበቅ ያስፈልጋል ማለት ነው። ስለዚህ ላፕቶፕ አለ ሆይ? ለሚለው ጥያቄ ላፕቶፕ አለኝ ላፕቶፕ ለብዙ ጥቅሞች ስለሚጠቅም

እሺ፣ እንግዲህ በየትኛው ቀን ወደ ገበያ ትሄዳለህ? የሚል ጥያቄ ነው የደረሰኝ። እንግዲህ በየትኛው ቀን ወደ ገበያ ትሄዳለህ? ማለት እንግዲህ በእኛ አካባቢ የገበያ ቀን ሁለት ቀን አለ ሁለት ቀን እንግዲህ የመጀመሪያው ቅዳሜ ነው። ቅዳሜ በብዙ የኢትዮጵያ ክፍሎች በብዛት የገበያ ቀን ነው። የገበያ ቀን የሆነበት ምክንያት እንግዲህ ያ ቀን የእረፍት ቀን ነው፤ የቢሮ ስራ በብዛት አይገኝም፤ የቢሮ ስራ በብዛት የለም። ምክንያቱም እንግዲህ ባህል ወይም ደግሞ እረፍት ስለሆነ፣ ሰንበት ስለሆነ በብዛት የገበያ ቀን ነው ማለት ነው። ያ ቀን በብዛት በአገራችን ላይ ኢትዮጵያ ላይ የገበያ ቀን ነው። የገበያ ቀን እንግዲህ ብዙ እቃዎች የሚገበያዩበት ቀን የተለያዩ ምርቶች የምናመርትበት ወይም ደግሞ የምንሸጥበት ቀን፤ የተለያዩ ፍየሎችን፣ በጎችን፣ ላሞችን፣ ፈረሶችን፣ አህዮችን የምንሸጥበት የተለየ ቀን ነው ማለት ነው። ከዚያ በተጨማሪ እንግዲህ ምርቶችን የምንሸጥበት፤ አዝርዕትን፣ አትክልትን፣ የተለያዩ ፍራፍሬዎችን የምንሸጥበት ቀን ነው ማለት ነው፤ እና ያን ጊዜ የተለያዩ ሰዎች ከተለያየ አገር መጥተው፣ የተለያየ ምርት ይዘው፣ የተለያየ የሚሸጡትን ነገር ይዘው ይመጡና እኛ ገበያ ላይ እንግዲህ ቅዳሜ ቀን ይገበያያሉ ማለት ነው። እንግዲህ እኔም በዚያ ቀን ወደ ገበያ እሄዳለሁ ማለት ነው። ያ ወደ ገበያ የሄድኩበት ቀን እንግዲህ ቅዳሜ ነው። ያ ቀን እንግዲህ ብዙ የምገዛው ነገር ሊኖር ይችላል፤ የተለያዩ ልብሶችን እገዛለሁ። የተለያዩ ልብሶችን ስገዛ እንግዲህ ተከራክሬ መሆን አለበት፤ ምክንያቱም ሰዎች ገቢያቸውን ለመሳብ፣ ገበያቸውን ከፍ ለማድረግ እንግዲህ የተለያዩ ዋጋዎችን ከፍ አድርገው ሊጠሩ ይችላሉ። እኔ ደግሞ ዝቅ አድርጌ ተከራክሬ መግዛት አለብኝ ማለት ነው። ስለዚህ ሰው መከራከር አለበት፤ ምክንያቱም እነዚያ ሰዎች ከፍ አድርገው ዋጋን ስለሚጠሩ፣ ከዋጋው በላይ ስለሚጠሩ ያን ነገር ተከራክረን ዝቅ ማድረግ አለብን። ስለዚህ መከራከር ያስፈልጋል። ከዚያ በተጨማሪ እንግዲህ ልብስ እገዛለሁ፤ ከዚያ ልብስ ከገዛሁ በኋላ እንግዲህ ጫማ እገዛለሁ። ጫማ እንግዲህ ብዙ ውድ ውድ ጫማዎች አሉ፤ እንግዲህ እነዚያን ጫማዎች መግዛት ያስፈልጋል ማለት ነው። ምክንያቱም በሰው ዘንድ መልካም ሆኖ ለመታየት፣ ንጹህ ሆኖ ለመታየት እንግዲህ አዳዲስ ጫማዎችን፣ አዳዲስ ልብሶችን መልበስ ያስፈልጋል ማለት ነው። ነገር ግን አዲስ ልብስ እና አዲስ ጫማ የማንለብስ ከሆነ፣ በሰዎች ዘንድ ወይም ደግሞ በሰዎች ዘንድ አንከበርም ማለት ነው። እንግዲህ በሰዎች ዘንድ የድሮ አስተሳሰብ ቀርቷል ማለት ይቻላል ማለትም ሰዎችን በአለባበሳቸው ሳይሆን በአስተሳሰባቸው አይመዝኑም። ያ የአሁኑ ዘመን ሰዎች ሰዎችን በአስተሳሰባቸው መመዘን ነበርባቸው፤ ነገር ግን በአለባበሳቸው መመዘን ስለጀመሩ፣ እኛም እንግዲህ እንደ ሁሉም መሆን ስላለብን ወደ ገበያ ሄደን የተለያዩ ልብሶችን፣ የተለያዩ ጫማዎችን፣ የተለያዩ ጌጣጌጦችን መግዛት ያስፈልጋል ማለት ነው። እንግዲህ ለወንዶች ከሆነ የተለያዩ ሰአቶችን መግዛት ያስፈልጋል፤ ቀበቶዎችን፣ ሱሪዎችን፣ የተለያዩ ሸሚዞችን፣ ኮቶችን እንግዲህ እንገዛለን ማለት ነው። ከዚያ በተጨማሪ እንግዲህ መነጽርም መግዛት እንችላለን ማለት ነው። እንግዲህ እንደ ሴቶች ከሆነ ደግሞ ሴቶች እንግዲህ የተለያዩ ጉርዶችን፣ ቀሚሶችን ሊገዙ ይችላሉ ማለት ነው። ከዚያ በተጨማሪ እንግዲህ ወደ ገበያ ሄደን እንግዲህ አስቤዛ እንገዛለን። አስቤዛ ማለት እንግዲህ ለቤት እቃ የሚሆን ወይም ደግሞ ለቤት መገልገያ የሚሆኑ እቃዎችን፣ ወይም ደግሞ ለምግብነት የሚውሉ እቃዎችን ነው። አሁን ለምሳሌ ድንች እንገዛለን፣ ስኳር፣ የተለያዩ ምስር፣ ክክ፣ የተለያዩ ነገሮችን ገበያ ሄደን እንገዛለን ማለት ነው። ያን ገበያ የምናደርገው እንግዲህ ቅዳሜ ቀን ነው፤ ቅዳሜ ቀን የገበያ ቀን ስለሆነ በዚያን ጊዜ እንገበያያለን ማለት ነው። ከዚያ በተጨማሪ ደግሞ በገበያ ቀን እንግዲህ የተለያዩ ነገሮችን እንገዛለን ማለት ነው። ከዚያ በተጨማሪ እንግዲህ ለበአል አካባቢ ከሆነ እንግዲህ ዶሮ ልንገዛ እንችላለን፤ ዶሮ እንግዲህ ለበአል በብዛት የሚታረድ ነገር ነው። እንግዲህ ያንን ዶሮ በበዓል ቀን እንግዲህ ልንገዛው እንችላለን። ዶሮ እንግዲህ ሁለት አይነት ነው፤ የፈረንጅ ዶሮ አለ፣ የሐበሻ ዶሮ አለ። ያንን እንግዲህ መርጠን እኛ የምንፈልገውን እንደ ፍላጎታችን አይነት ያን ዶሮ መግዛት ይጠበቅብናል ማለት ነው። ከዚያ በተጨማሪ እንግዲህ ዶሮ ትንሽ ነው ካልን፣ ቤተሰባችን ትልቅ የሚሆን ከሆነ በግ መግዛት እንችላለን፤ በግ፣ ፍየል መግዛት እንችላለን። እንግዲህ በጎችን፣ ፍየሎችን እንግዲህ ለበዓላት የሚሸጡ ሰዎች አሉ፤ እንግዲህ እነዚያን በጎች፣ ፍየሎች እንግዲህ ቅዳሜ ቀን ሄደን መግዛት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ በሬዎችን እንግዲህ ለቅርጫ ከፈለግን እንግዲህ ቅርጫ በአገራችን የተለመደ ነገር ነው። ያን እንግዲህ ቅርጫ ማለት እንግዲህ ሰዎች ተከፋፍለው ሥጋን የሚወስዱበት፣ በብር አዋጥተው አንድ በሬ ይገዙና ያንን ተከፋፍለው የሚወስዱበት ሁኔታ ነው። እንግዲህ ያን የቅርጫ በሬ ገዝተን እንግዲህ ልናርድ እንችላለን ማለት ነው። ከዚያ በተጨማሪ እንግዲህ ገበያ ላይ ሄደን ብዙ ነገሮችን መግዛት እንችላለን፤ ከዚያ በተጨማሪም እንግዲህ ገበያ ቅዳሜ ነው ብያለሁ። እንግዲህ በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው ጥያቄ፣ እኔ ወደ ገበያ የምሄደው ቅዳሜ ነው። ከቅዳሜ በተጨማሪ ደግሞ ማክሰኞ እሄዳለሁ። ማክሰኞም እንግዲህ አንዱ የገበያ ቀን ነው። በሳምንት ሁለት ጊዜ የገበያ ቀናት አሉ፤ እንግዲህ አንዱ ማክሰኞ ነው ማለት ነው። ከዚያ በተጨማሪ ክሰኞም እንደዚሁ እንግዲህ የተለያዩ የገበያ ቀናት አሉ። በዚያን ጊዜ ወፍጮ ቤት እሄዳለሁ፤ ወፍጮ ቤት ሄጄ የተለያዩ የሚፈጩ ነገሮችን አስፈጫለሁ። የተለያዩ ምርቶችን እንግዲህ እገዛለሁ፤ ለቀለብ የሚሆኑትን ለምሳሌ ስንዴ ሊሆን ይችላል፣ የተለያዩ እንግዲህ በቆሎም ሊሆን ይችላል፤ እነዚያን ገዝቼ እመጣለሁ። ስለዚህ በየትኛው ቀን ትሄዳለህ?

እሺ ጨው ብዙ ትወዳለህ ወይ? የሚል ጥያቄ ነው የደረሰኝ። እንግዲህ ጨው ብዙ ትወዳለህ ወይ ለሚለው ጥያ። መጀመሪያ ጨው ማለት ነው ማለት ነው? ጨው ለምን ይጠቅማል? ጨው ምን ውስጥ ነው የሚደረገው? ምናምን የሚሉትን ጥያቄዎች እንግዲህ አያይዘን ለማየት እንሞክራለን። እንግዲህ ጨው ማለት? እ ወጥን የሚያጣፍጥ። ለወጥ እንግዲህ ያ አልጫ ይሆናል ማለት ነው። እንግዲህ ወጥ ጨው ከሌለበት አልጫ ስለዚህ ጨው ያስፈልጋል ማለት ነው። እንግዲህ ጨው ማለት ወጥን የሚያጣፍጥ፣ ወጥን ወጥ የሚያሰኘው፣ ወይም ደግሞ እንዲጥም ሊያደርግ የሚችለው እንግዲህ ጨው ነው። ጨው እንግዲህ የሚገኘው ምድር ላይ ነው። እንግዲህ ምድር ላይ አለ። ያንን ጨው እንግዲህ ቆርጣን ወይም ደግሞ የሚሸጡ ሰዎች አሉ። ያን ጨው እንግዲህ ብዙ ትወዳለህ ወይ? ለሚለው ጥያቄ እንግዲህ ጨውን እ በመጠኑም ቢሆን አዎ! እወዳለሁ። ምክንያቱም ጨው ከሌለ ወጥ ሊጣፍጥ አይችልም ጨው የሌለበት ነገር ሁሉ ሊጣፍጥ አይችልም። ስለዚህ ጨውን እ የማናስገባበት ነገር ስለሌለ ጨው እወዳለሁ። ማለት ነው እንግዲህ ጨው ብዙ ጥቅሞች አሉት። ከነዛም ውስት እንግዲህ ጨውን ምን ውስጥ ልናደርግ እንችላለን የሚባል እንግዲህ መጀመሪያ ጨውን ልናደርግ የምንችለው እንግዲህ ወጥ ውስጥ ነው እንግዲህ የተለያየ ወጥ ስንሰራ የተለያየ ምግብ ስናዘጋጅ እንግዲህ እዛ ላይ ጨውን እናስገባለን። እንግዲህ ጨው ማለት? እንግዲህ ምን ላይ እናስገባለን? ቢባል መጀመሪያ እንግዲህ እንደ ኢትዮጵያ እንግዲህ ሸሮ ጥሩ ምግብ ነው። ሸሮ እንግዲህ መጀመሪያ እሳት እናቀጣጥልና፣ እሳት አቀጣጥለን፣ ውሃ እንጥዳለን፣ ውሃ ከጣጥን ውሃ ቀጣድን በኋላ ያንን ጨው ውሃ ቀጣድን በኋላ፣ ሽንኩርት አቁላልተን፣ በርበሬም አድርገን፣ ዘይትም አድርገን፣ እናስቀምጣለን ማለት ነው። ከዛ ያንን አቁላልጠን ሲበስልልን ሽሮን እንነሰንሳለን ከዛ ሽሮን ከነሰነስን በኋላ መጨረሻ ላይ እ ልናወጣው ስንል፤ ልናወርደው ስንል እንግዲህ ጨውን እንጨምራለን ማለት ነው። እንግዲህ ያ ጨው ለምንድነው የጨመርነው? ቢባል እንግዲህ ወጡ እንዲጣፍጥ፣ ወጡ ወጥ እንዲመስል፣ ወጡ፣ ትክክለኛ ጣዕሙን እንዲይዝልን። እ ሽሮ ሽሮ እንዲለን እንግዲህ ያንን ጨው እንጨምርበታለን ማለት ነው። እንግዲህ ያን ጨው ስንጨምርበት ብዙ ጥቅሞችን ያስገኝልናል። ከነዛም ውስጥ እንግዲህ አንደኛው ጥቅሙ፣ ወጡ እንዲጣፍጥ ወጡ ወጥ እንዲመስል ያደርጋል ማለት ነው። እንግዲህ ይሄንን እናደርጋለን ማለት ነ። ከዛ በተጨማሪ እንግዲህ እ የተለያየ ጥቅም ይኖረዋል ማለት ነው። እንግዲህ ጨው ወጥ ውስጥ ብቻ አይደለም። የሚጨምረው እንግዲህ ወጡ ጨው ለእንስሳት ሊልሱት ይችላሉ። እንግዲህ ጨውን የሚልሱ እንስሳት ብዙ ሊራቡልን ይችላሉ፤ እንግዲህ እንስሳት እንዲራቡ፤ እንስሳት አልወልድም ካሉልን፤ ጨውን ስናደርግላቸው ውሃ እንዲጠጡ፣ የተለያየ ውሃ እንዲጠማቸው፣ ውሃ እንዲጠጡ፣ አልጠጣም ካሉ የተለያየ ነገር እንዲወፍሩልን፣ የተለያየ ነገር ስናደርግ ምግብ ስንሰጣቸው እንዲባሉልን፣ እንግዲህ ጨው ትንሽ እናልስላቸዋለን ማለት ነው። ስለዚህ ሽሮን እንነሳልናል፣ ከዛ ሽሮን ከነሰነስን በኋላ መጨረሻ ላይ እ። ከሌለ ወጥ ወጥ አይመስልም። ስለዚህ እዛ ላይ እንጠቀማለን ማለት ነው። ስለዚህ ጨው ብዙ ትወዳለሁ ወይ? ለሚለው ጥያቄ አዎ! ጨው እወዳለሁ ምክንያቱም ጨው ብዙ ጥቅሞች አሉት። እነዛን ጥቅሞች ለማግኘት ስል እንግዲህ ጨው እወዳለሁ ማለት ነው። ከዛ በተጨማሪ እንግዲህ ጨው ለገበያ ይሆናል። እንግዲህ ሱቆች፣ ላይ ብናይ የተለያዩ መካዘናዎች፣ ላይም ብናይ የተለያዩ እቃዎች የሚሸጡባቸው፣ ቦታዎች እና እንግዲህ ጨው የሌለበት ቦታ የለም። እንግዲህ ጨው እ ለገቢ ምንጭነት ያገለግላል ማለት ነው። ስለዚህ ጨውን እንጠቀማለን። ጨውን ስንጠቀም እንግዲህ ብዙ ጥቅሞችን እናገኛለን። እነዛን በመሸጥ እንድትጠቀምበት አለ ማለት ነው። እንግዲህ የገቢ ምንጭ ሊሆን ይችላል። ጨዎችን የተለያዩ ጨዎችን እንግዲህ አምርተን በመሸጥ እንግዲህ እነዛን ለገቢ ምንጭነት እንጠቀማቸዋለ። እነዛን ለገቢ ምንጭነት ስንጠቀማቸው እንግዲህ ብዙ ጥቅሞችን እናገኛለን። ገቢዎችን፣ ገንዘቦችን፣ እናገኛለን ማለት ነው። ስለዚህ እነዛን ጨው ገበያ ላይ አውለን በመሸጥ እንግዲህ የተለያዩ ቀኖች ላይ ገበያ ላይ በመዋል እነዛን እንግዲህ ለገበያነት መጠቀም እንችላለን። ከዛ በተጨማሪ እንግዲህ ጨውን እንግዲህ ለምግብነት እንጠቀመዋለን። እንግዲህ ለምግብ ማጣፋጫነት የምንጠቀማቸው ቅመሞች ውስጥ አንዱ ጨው ነው ማለት ነው። ስለዚህ እ ጨው ማለት እንግዲህ ብዙ ጥቅሞች አሉት። ብዙ ነገሮች አሉት። እንግዲህ ጨው የራሱ የሆነ ጉዳቶችም አሉት። ደግሞ ከእንግዲህ ጨው ምንድነው ጉዳ? ብንል ጨውን አብዝተን የምንመገብ ከሆነ ወይም ደግሞ ጨውን በብዛት የምንመገብ ከሆነ ሊያመን ይችላል ወይም ደግሞ ምች ሊያስመጣን ይችላል እንግዲህ ጨው የበዛበትን ምግብ የምንመገብ ከሆነ ወደ ህመም ሊወስደን ይችላል። ምክንያቱም እንግዲህ አሁን ጨው የበዛበት ምግብ በልተን ካላበን ምች ሊመታን ይችላል። እንግዲህ ጨው ምችን ስለሚስብ ወይም ደግሞ ሙቀትን ስለሚስብ ያን ጊዜ ምች እንዲመታን ያደርጋል ማለት ነው። ከዛ በተጨማሪ እንግዲህ ጨው እ ብንመገብ አብዝተን ሊያቀለሽልሽን ይችላል። ወይም ደግሞ ሊያስመልሰን ይችላል ማለት ነው። ስለዚህ የበዛ ነገር ሁሉ ስለማይወሰድ፣ የበዛ ነገር ስለማይተቀል፣ ያን ነገር አብዝተን መጠቀም የለብንም ማለት ነው። ከዛ በተጨማሪ እንግዲህ ጨው እንቅርተህ ሊያሲዘን ይችላል። እንቅርት የሚባል በሽታ እንገታችን ላይ የሚወጣ በሽታ አለ ማለት ነው። ያን በሽታ እንግዲህ እንዳያመጣብን ወይም ደግሞ እንዳይዘል እ ጨውን በስራት ወይም ደግሞ በመጠኑ መጠቀም ይኖርብናል ማለት ነው። ነገር ግን ከመጠን አልፈን የምንጠቀመው ከሆነ፤ ከመጠን አልፈን የምን የምንጠቀምበት ከሆነ ያን ጨው ብዙ ጉዳቶችን ያ ያመጣብናል። ከዛም አልፎ እንግዲህ ወጦች ላይ ስንጨምረው እንግዲህ ጨውን በአግባቡ በመጠኑ ካልጨመርን እንግዲህ ወጡ ይበላሻናል። ስለዚህ ጨውን በአግባቡ

እሺ እንግዲህ በየትኛው መተግበሪያ መልእክት ትልካለህ የሚል ጥያቄ ነው? የደረሰኝ እንግዲህ በየትኛው መተግበሪያ መልእክት ትልካለህ? ለሚለው ጥያቄ እንግዲህ ብዙ መተግበሪያዎች ማለት ምን ማለት ናቸው። መጀመሪያ መተግበሪያዎች ምንድነው? ጥቅማቸው መተግበሪያዎች ለምን ለምን ይጠቅማሉ ስንታይም መተግበሪያዎች አሉ? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ መተግበሪያ ማለት እንግዲህ የተለያዩ መተግበሪያዎች አሉ። እንግዲህ መተግበሪያ የሚባሉት የተለያዩ ነገሮችን ቪዲዮዎችን ወይም ደግሞ መልእክቶችን ልንጻፈፍበት ወይም ደግሞ ልንልክበት ሙዚቃዎችን ልንልክበት የምንችለው አንዱ መሳሪያ ነው ማለት ነው። መተግበሪያ እንግዲህ ስማርት ፎን ተጠቃሚ ከሆነ ያንን መተግበሪያ እንጠቀማለን ማለት ነው። ስለዚህ ያንን ነገር እንግዲህ እንጠቀም አይደለም ስለዚህ በየትኛው መተግበሪያ መልክት ትልካልህ? ለሚለው ጥያቄ እንግዲህ እኔ ማተግበሪያዎች ላይ ብዙ በብዙ መንገድ መልእክተን መጽሐፍ ይቻላል። እንግዲህ እነዛ ስንትአይነት መተገበሬዎች አሉ? የሚለውን ብናይ በጣም ብዙ አይነት መተግበሪያዎች አሉ። ለምሳሌ እንግዲህ ቴሌግራም የሚባል ተግባር ያለ ኢንስታግራም አለ ፌስቡክ አለ ቴሌግራም አለ ቲክቶክ አለ። ኢንስታግራም አለ። ኤሞ አለ የተለያዩ መልእክት መላላቂያ እንግዲህ የተለያዩ መተግበሪያዎች አሉ ማለት ነው። ከነዛ ውስጥ እንግዲህ ለመልእክት መላራኪያነት የምንጠቀማቸው እንግዲህ ምንድን ናቸው? ቢባሉ እንግዲህ ቴሌግራሙን በብዛት እንጠቀማለን። እንግዲህ ቴሌግራም ብዙ ጊዜ የተለያዩ በቪዲዮም መልእክት እንለላካለን የተለያዩ በጽሁፍም ሆነ በተለያየ በድምጽም ሆነ የተለያዩ ድምፆችን በመቅዳት ከዛ የተለያዩ መልእክቶችን በመጽሐፍ የተለያዩ ቪዲዮዎችን በመቀረጽ የተለያዩ ነገሮችን በማድረግ እንግዲህ መልእክት ማስተላለፍ እንችላለን ማለት ነው። እንግዲህ ቴሌግራም በብዛት የምንጠቀምበት በዛ በብዛት የምን የምንጠቀመው መተግበሪያ ነው። እንግዲህ መተግበሪያ ብዙ ጥቅሞች አሉት እነዛም ጥቅሞች ምንድነው? የተለያዩ መረጃዎችን ከጓደኛችን ጋር ሊሆን ይችላል። ከቤተሰቦችን ጋር ሊሆን ይችላል ከማህበረሰቡ ጋር ወይም ከስራ በርድረበችን ወይም ደግሞ ከአለቃችን ጋር ሊሆን ይችላል። የተለያዩ መልክቶችን የተለያዩ ጽሁፎችን የተለያዩ ቪዲዮዎችን የተለያዩ የተለያዩ ለስራ የሚጠቅሙ አዳዲስ ነገሮችን የምንለላክበት የምንጽፍበት እንግዲህ አንዱ መተግበሪያ ነው ማለት ነው። ይሄ መተግበሪያ እንግዲህ ብዙ ጥቅሞች አሉት። ከነዛም ውስጥ እንግዲህ እነዚህን መልእክቶች ለመላክ እነዚህን መልእክቶች ለመተግበር የምንጠቀምበት አንዱ መተግበር መተግበሪያ ነው ማለት ነው። ከዛ በተጨማሪ እንግዲህ ምን እንጠቀማለን ቢባል? እንግዲህ ከዛ በተጨማሪ እንግዲህ የመሆን እንጠቀማለን የመሆን እንግዲህ ከውጭ ሀገር ጋር ለመገናኘት የተለያዩ ከአረብ ሊሆን ይችላል ከተለያዩ ሀገሮች ጋር የተለያዩ መልእክቶችን ለመላለቅ የተለያዩ ሚሴጆ መመልከቶችን ለመጸጻፍ ቪዲዮዎችን ለመላክ በኦንላይንም ለመተያየት ወይም ደግሞ በቀጥታ ስርጭት እየተያየ ለማውራት እንግዲህ የምንጠቀምበት አንዱ ነገር ነው ማለት ነው። ስለዚህ የተለያዩ መልእክቶችን የተለያዩ መተግፈሪያዎችን መጠቀም እንችላለን ማለት ነው። ስለዚህ ከዛ በተጨማሪ ደግሞ አይነት አስታግራም እንጠቀማለን አስታግራም እንግዲህ በተለይ ዳታው ውድ ቢሆንም እንግዲህ በጣም ቆጣሪ ቢሆንም ነገር ግን ያን እንግዲህ ብዙ አሪፍ አሪፍ ፎቶዎችን የምንርክበት ወይም ደግሞ የተለያዩ ቪዲዮዎችን የምንልክበት ያው እንግዲህ ተመሳሳይ ናቸው። ተግባራቸው እነዛን እንግዲህ የምንልክበት የምንላለስበት ወይም ደግሞ የምንቀበልበት አንዱ እንግዲህ መተግበሪያ ነው ማለት ነው። እንግዲህ እነዚህ መተግበሪያዎች ብዙ ጥቅሞች አላቸው እነዛ ጥቅሞች ምንድን ናቸው? ቢባል እንግዲህ የተለያዩ መልእክቶችን የተለያዩ ጽሁፎችን የተለያዩ ቪዲዮዎችን የተለያዩ ሙዚቃዎችን የተለያዩ ሀሳቦችን እንግዲህ ምን ለዋወጥበት ከዘመዶቻችን ጋር ሊሆን ይችላል ከጓደኞቻችን ጋር ወይም ደግሞ ከፍቅረኞቻችን ጋር ከቤተሰቦቻችን ጋር ወይም ደግሞ ከልጆቻችን ጋር ወይም ደግሞ ከማህበረሰቡ ጋር ከአለቆቻችን ጋር ከባልደረቦቻችን ጋር እነዛን መልእክቶች ልንላክበት የምንችለው አንዱ መንገድ ወይም ደግሞ አንዱ መሳሪያ ነው ማለት ነው። ስለዚህ እነዛን ነገሮች አንዱ መንገድ ነው ማለት ነው። ስለዚህ ይሄንን መልእክት ይህንን መተግበሪያ ስንጠቀም ብዙ ጥንቃቄ ልናደርግ ይችላል። ምክንያቱም ይሄ መተግበሪያ ሊጠለፍ ስለሚችል ወይም ደግሞ እስካም ሊሆን ይችላል ወይም ደግሞ አጭር ፋሪዎች ሊኖሩ ስለሚችሉ ወደ እነሱ መልእክትን ሳንልክ ወይም ደግሞ የራሳችን መረጃ ለነሱ ሳናጋልጥ በተጠበቀ ማልኩ እዚህ በሆነ ማልኩ ወይም ደግሞ ትክክል በሆነ መልኩ ለጓደኛችን ብቻ ወይም ደግሞ ለዘመዶቻችን ብቻ። ለምን ፈልገው ሰው ብቻ ሜሴጅን መላክ ያስፈልጋል? ወይም ደግሞ መልእክት መልእክት ያስፈልጋል ማለት ነው። ስለዚህ ያን ነገር ስንጠቀም በአግባቡ ሊሆን ይችላል በአግባቡ መጠቀም ይኖርብናል ማለት ነው። ከዛ በተጨማሪ እንግዲህ በየትኛው መተግበሪያ መልእክት ትልካለህ? ለሚለው ጥያቄ እንግዲህ እኔ በብዙ መልእክት እልካለሁ አንደኛ እንግዲህ በፌስቡክ ልልክ እችላለሁ እንግዲህ ፌስቡክ ብዙ ፎቶዎችን ብዙ መልእክቶችን የምንልክበት ብዙ ቪዲዮዎችን የምናይበት አንዱ የመተግበሪያ አይነት ነው ማለት ነው። ስለዚህ እነዛ መተግበሪያዎች እነዛን ሁኔታዎች ለማየት እንግዲህ ለመጠቀም ብዙ መልእክቶችን የምንልክበት አንዱ መተግብሪያ ነው ማለት ነው። ስለዚህ ያንን መተግበሪያ እጠቀማለሁ። ከዛ በተጨማሪ እንግዲህ ቲክቶክን እጠቀማለሁ ቲክቶክ እንግዲህ ብዙ አንዱ መተግበሪያ ነው ብዙ ጥቅሞችን የምናገኝበት አንዱ የመተግበሪያ አይነት ነው። ስለዚህ ያንንም እንጠቀመን ስለዚህ በየትኛውም ተግባሪያት መልክት ትልክ

እሺ እንግዲህ የምታስታውሰው ጥሩ መምህር አለ ወይ የሚል ጥያቄ ነው? የምደርሰው እንግዲህ እኔ የማስታውሰው። ጥሩ መምህር አለ አዎ ብዙ መምህሮች እንግዲህ አሉ እንግዲህ መምህሮች ማለት እንግዲህ ሰዎችን ወይም ደግሞ ተማሪዎችን በስርዓት የሚያስተምሩ በስርዓት የተለያዩ እውቀቶችን የተለያዩ ተግባራትን የተለያዩ ሙያችን ሊያስጨብጡ የሚችሉ መምህር ናቸው። እንግዲህ እነዛ መምህር ይባላሉ አስተማሪዎች ናቸው። እንግዲህ የምታስተውሰው ጥሩ መምህር አለው ወይ ለሚለው ጥያቄ እንግዲህ አዎ የማስታውሰው ጥሩ መምህር አለ ያ መምህር እንግዲህ። በብዙ ጊዜ ብዙ ጊዜ ጠቀመኝ ብዙ ጊዜ ከውጤት ወጪ እንድሰራ የረዳኝ ብዙ ጊዜ ትምህርቶችን የሚያስረዳኝ ብዙ ጊዜ። ከእኔ ጋር የሚግባባ በዛም በጣም ጥሩ አስተማሪ የሆነ በጣም ለሰዎች የሚራራ ለተማሪዎች ጥሩ የሆነ ከተማሪዎች ጋር እንደ ጓደኛም እንደ አባትም እንደ እንደ መምህርም ሆኖ የሚያስረዳ የሚቆጣ የሚተገብር እና በጣም ደስ የሚል መምህር ነበር። እና ይህ መምህር በጣም ደስ ይላል ስሙም አየለ ይባላል አየለ እንግዲህ በጣም ጥሩ አስተማሪ ነው። ይህ መምህር እንግዲህ የሂሳብ አስተማሪ ነበር። ሂሳብን እንዴት መደመር እንዳለብን እንዴት መቀነስ እንዳለብን እንዴት ማባዛት እንዳለብን ኤክስን እንዴት መፈለግ እንዳለብን ወይስ እንዴት ማግኘት እንዳለብን ሁሉንም ነገሮች እንዴት እንደ እንደምንሰራቸው የሚያስተምረን የሚረዳን የሚያግዘን እንግዲህ እንደ አባትም እንደ ወንድምም እንደ ማምህርም ሆኖ ሲመክረንና ሲያስረዳን ይሄ ነበረ። ጥሩ አስተማሪያችን ነበር። እንግዲህ ይህ አስተማሪያችን ብዙ ጥሩ ጎኖች አሉት። እነዛም እንግዲህ ሰዎችን የሚረዳ በትምህርት ብቻ ሳይሆን በተለያዩ ነገሮች በተለያዩ ጉዳዮች ላይ ስንቸገር ወይም ደግሞ ሀሳብ ሲገባን የተለያዩ ነገሮችን እያመጣ የተለያዩ ነገሮችን እያስረዳ የተለያዩ ሙያዎችን እንድንለምድ የተለያዩ ምክሮችን የሚመክረን በዛም ጥሩ አስተማሪ የነበረ ነው ማለት ነው። ስለዚህ ይሄን አስተማሪ በጣም እወደዋለሁ በጣም አከብረዋለሁ በጣም ደስ የሚለኝ አስተማሪ ነበር። ስለዚህ ይሄን አስተማሪ የምታስታውሰው ጥሩ መምህር አለ ወይ ለሚለው ጥያቄ አንዱ አስተማሪ እንግዲህ አየለ ሊሆን ይችላል ማለት ነው። ከዛ በተጨማሪ እንግዲህ ከዛ በተጨማሪ እንግዲህ ጥሩ ወርቅ የምትባል አስተማሪ ነበረች ይቺ አስተማሪ እንግዲህ ብዙ ጊዜ እንግዲህ በጣም ለእኛ እንደ እናት የሆነች እንደ እህት የሆነች እንግዲህ ብዙ ጊዜ የምታስተምረን ብዙ ጊዜ በጣም ጥሩ አስተማሪ የሆነችልን የእንግሊዥ አስተማሪ ነበረች። እንግዲህ እንግሊዝ አስተማሪው በጣም ደስ የምትል እንግሊዘኛን እንድልችል ያደረገችን እንደ እነሱ የምታወራ እንደ እንደ ውጮች የምታወራ በጣም ቀልጣፋ የሆነች በጣም መልኳም የሚያምር ቁማኗ የሚያምር በጣም ደስ የምትል እና በጣም ለእኛ የምታስረዳን እንደ እናትም እንደ እህትም እንደ መምህርም ሁና ሁሉን ነገር የምታስረዳን ከትምህርትም አልፋ ስለቤተሰብ የምታማክረን ራሷም የምትነግረን ገጠመኞች የምታዋራልን ነገር ግን ትምህርት ላይ ቀልድ የማታውቅ ቀልድን የማታበዛ ብዙ ጊዜ እውቃትንም እና የምታስገበየን የሆነች አስተማሪ ነበረች። ስለዚህ እችን አስተማሪ በጣም የምወዳት በጣም ደስ የምትለኝ በጣም የማከብራት አስተማሪ ነበረሽ ማለት ነው። ስለዚህ ይቺ አስተማሪ ለሁላችን አርአያ የሆነች አሁንም ድረስ እኛ እንግሊዘኛ እንደንችል እንግሊዘኛ እንድናውቅ በእንግሊዘኛ ደስተኛ ሆነን እንድንቀጥል ያደረገችን አስተማሪ አለች ማለት ነው። ስለዚህ ይህች አስተማሪ በጣም ደስ የምትልና ደስ የምንሰኝባት ሁሉም ተማሪዎች የሚወዷት እንደ ትምህርት ቤቱም በትምህርት ቤቱ ዘንድ በጣም ተወዳጅ የሆነች አስተማሪ ነበረች ማለት ነው። ስለዚህ ይቺን አስተማሪ በጣም እወዳት ነበር። ከዛ በተጨማሪ እንግዲህ ኦንላይን ላይ እንግዲህ የተለያየ አስተማሪዎች ያስተምሩኛል ከነዛም ውስጥ እንግዲህ ማራኪን እንግሊዝ በጣም ደስ የሚለኝ አስተማሪ ነው ማለት ነው። እንግዲህ መረጣውን ሳይሆን በጣም ደስ የሚለኝ በጣም ደስ የሚለኝ አስተማሪ ብዙ ጊዜ የሚያስተምርና በብዙ ጊዜ የተለያዩ በአዲስ መልኩ ማስተማር የሚወድ በአዲስ መልኩ ሰዎችን መገንባት የሚወድ አስተማሪ ነው ማለት ነው። ስለዚህ ይሄን አስተማሪ በጣም ደስ የሚለኝ አስተማሪ ነው ከዛ በተጨማሪ እንግዲህ በቀጥታ ስርጭት የማገኘው ስለሆነ ወይም ደግሞ ቪዲዮዎችን ሰርቶ የሚልክልን አስተማሪ በመሆኑ በጣም ደስ ይለኛል። ምክንያቱም ቤቴ ሆኜ ራሱን እንዴት እንደሚያስተምር ማየት ስለመችል ምክንያቱም ቤቴ ቁጭ ብዬ እሱን መከታተል ስለምችል በቪዲዮ ስለማየው በድምጽ ስለምሰማው ሁል ጊዜ እሱን ስለምከታተል እንግዲህ በጣም ብዙ ጥቅሞችን ያገኘሁበት ብዙ እውቀቶችን የገበየሁበት እንግዲህ አንዱ አስተማሪ ነው ማለት ነው ስለዚህ ይሄን አስተማሪ በጣም የምወደው በጣም የማከብረው በጣም የምራራለት እሱም የሚራራልን እንግዲህ እንደ ወንድሞቹ እንደ ልጁ የሚያየን በጣም ደስ የሚል አስተማሪ ነበር ማለት ነው። ስለዚህ የምታስታውሰው ጥሩ መምህር አለ ወይ ለሚለው እንግዲህ እኔ የማስታውሳቸው ብዙ ጥሩ መምህራን አሉ ከነዛ አምስት እንግዲህ አንዱ አየለ ሲሆን አንዱ አበበ ነው። አንዱ ከበደ ሲሆን አንዱ በቀለች ናት። እንግዲህ ያቺ በቀለች ብዙ አስተምራናለች ብዙ መክራናለች ብዙ ገስጻናለች ስለዚህ የምወዳቸው አስተማሪዎች በጣም ብዙ ናቸው። እነዛን አስተማሪዎች እንግዲህ ሳከብራቸውና ሳስባቸው ሳመሰግናቸው

አዎ እንግዲህ ታሪክ መንገር ትወዳለህ? ለሚል ጥያቄ እንግዲህ አዎ ታሪክ መናገር እወዳለሁ ለምሳሌ እንግዲህ እኔ ከድሮ ጀምሮ እንግዲህ ታሪክን ስናገር ለህፃናትም ሆነ ለጓደኞቼ ታሪክን ሳወራቸው ታሪክን ስነግራቸው ነበር የነበረው እንግዲህ ታሪክ እንግዲህ ብዙ ጥቅሞች አሉት ታሪክ ወደፊት ልንማርባቸው የምንችሉ ብዙ ትምህርቶች አሉ እንግዲህ ታሪክ ማለት ብዙ ጊዜ ከበፊት የተሰሩ ወይም ደግሞ በአእምሮ የተፈጠሩ አስተማሪ ነገሮች ወይም ደግሞ ቁም ነገር አዘር ቀልዶች ናቸው ማለት ነው ስለዚህ እነዚህ ታሪክ የሚባሉት ነገሮች ብዙ ጊዜ የተማርናቸውም ሆነ በብዛት እንግዲህ በትምህርት ቤትም የምንማራቸውም ብዙ ሰዎች እንግዲህ የሚነግሩን እንግዲህ ታሪኮች አሉ ማለት ነው እንግዲህ እነዛ ታሪኮች ለምን ይጠቅማሉ ብንል እንግዲህ እነዛን ታሪኮች ጥቅማቸው እንግዲህ የተለያዩ እውቀቶችን ለመገብየት የተለያዩ ቁም ነገሮችን ለማወቅ የተለያዩ እውቀቶችን ለመገብየት እንግዲህ ይጠቅመናል ማለት ነው እንግዲህ እነዛን ታሪኮች ስናውቅ እነዛን ታሪኮች ስንተገብር እነዛን ታሪኮች ስንመረምር እንግዲህ የተለያዩ እውቀቶችን የተለያዩ ተግባራትን እናገኝበታለን ማለት ነው እንግዲህ የተለያዩ እውቀቶ የተለያዩ ታሪኮች የሚናገሩን እንግዲህ አንደኛ ወደፊት እንግዲህ የበዛን ጊዜ የተሰሩ ስህተቶችን እንዳንደግም የተለያዩ ስህተቶች ተሰርተው ሊሆኑ ይችላሉ ታሪኩ ውስጥ እነዛን ስህተቶች እኛ እንዳንደግማቸው እንዳንስራቸው የሚያደርገን ሲሆን ሁለተኛው ደግሞ ጥሩ ነገሮች የተሰሩ ካሉ እነሱን ደግሞ ወደፊት እንድናደርጋቸው እንድንተግብራቸው የሚያደርግ እንግዲህ ብዙ ጥቅሞች አሉት ማለት ነው ስለዚህ ታሪክን መናገር ታሪክን በጣም መስማትም ራሱ በጣም ደስ የሚል በጣም አስተማሪና በጣም መሳጭ ሆና በጣም ደስ የሚል ነው ማለት ነው እንግዲህ ለምሳሌ ብናይ አንድ ታሪክ እንግዲህ ማየት እንችላለን ማለት ነው እንግዲህ እንግዲህ ታሪክን ስናይ ለመጀመሪያ እንግዲህ የአድዋን ታሪክ ማየት እንችላለን እንግዲህ በሀገራችን ኢትዮጵያ ውስጥ የተከሰተ በጣም ደስ የሚል ታሪክ አለ እንግዲህ የአድዋ ታሪክ እንግዲህ አድዋ እንግዲህ ከጣሊያኖች ጋር ጦርነት የገጠሙበት ያን ጊዜ እንግዲህ ጣሊያኖች የሀሰት እንትን አምጥተው የሀሰት መስማሚያ አምተው ያንን ወረቀት ፈርሞ ምናምን ሲሉ እነሚኒልክ ደግሞ እነጣይቱ አንፈርምም ብለው የጦርነት የገቡበት እንግዲህ አንድ ታሪክ አለ ማለት ነው ያ ታሪክ እንግዲህ በጣም ደስ የሚል በጣም መሳጭ በጣም ለጥቁር አፍሪካውያን እንግዲህ እስካሁን ድረስ በጣም ትልቅ መልእክት ያለው በጣም ደስ የሚል ነጮችን የማሸነፍ እድልን እየሰጠን እንግዲህ ነጮችን ማሸነፍ ይቻላል ወይስ ከምንል ድረስ እንግዲህ በጣም የሚያስደስት ውጤት ያገኘንበት አንዱ እንግዲህ አድዋ ድል ነው እንግዲህ ያንን አድዋ ድል ስንተርከው በጣም ደስ የሚል በጣም እነ ሚኒሊክን ስናስብ እነ ጣይቱን ስናስብ እንግዲህ እነዛ ሰዎች እንግዲህ ብዙ ጊዜ መጥተው እኛን ሊያጠቁን ሲል ነው ውሃ ባለመስጠት ውሃውን የውሃ ጉድድር ጉድጓዱን በመክባብ እነሱን በማባረር ውሃ በጥም እንዲያልቁ በማድረግ ከዛ እጅን እንዲሰጡ በማድረግ በማባረር የተለያዩ ጀብዶችን በመፈጸም እንግዲህ ሀገራችንን ተወላዶች ሀገራችን ጀግኖች እንግዲህ የተለያዩ ነገሮችን በመተግር የተለያዩ ትእይንቶችን በማሳየት እንግዲህ የተለያዩ ታሪኮችን ፈጽመዋል ማለት ነው እንግዲህ እነዛን ታሪኮች ሲፈጽሙ ያ ታሪክ ይባላል ማለት ነው ስለዚህ ብዙ ታሪኮች አሉ ብዙ ተግባራትን እንግዲህ ሀገራችን ኢንቶፒያ ውስጥ ተደርጓል ከዛ በተጨማሪ እንግዲህ የነ ልጅ እያሱ ታሪክ አለ እና አባ ጅፋር ጅማ እንግዲህ የተለያዩ ታሪኮች ራሳቸው የሆኑ ታሪኮች አሉ እንግዲህ የነ ላሊበላ የነላሊባ በሀገራችን ኢትዮጵያ ውስጥ እንግዲህ በዩኒኮ ዩኒስኮ ተመዝግቦ የተቀመጠ አንድ ቅርስ አለ ማለት ነው ያ ቅርስ እንዴት እንደተሰራ የሚተርክ እንግዲህ የራሱ የሆነ ታሪክ አለው ማለት ነው ስለዚህ የሀገራችን ኢትዮጵያ ራሷ የራሷ የሆነ ታሪክ ያላት የራሷ የሆነ ባህል ያላት የራሷ የሆነ ደስ የሚል አገላለጽ ያለው ታሪክ ያላት ሀገር ናትና እና በጣም ደስ የሚል ታሪክን መናገር ደስ የሚል በታሪክህን መስማት ራሱ ደስ የሚል መንፈስም ነው የሚያድስ ለወደፊቱ የሚያነሳሳ የሚያነቃቃ ነገር ነው እና በጣም ደስ ይላል ማለት ነው ስለዚህ ታሪክን መናገር ትወዳለህ ወይ? ለሚለው ጥያቄ አዎ ታሪክን መናገር እወዳለሁ ታሪክን መናገር ብዙ ጥቅሞች አሉት እነዛ ምንድን ናቸው ሰዎችን ለማነቃቃት ሰዎችን የሀገር የሀገር ፍቅር እንዲኖራቸው ለማድረግ የምንጠቀምበት አንዱ መንገድ ነው ማለት ነው ስለዚህ ሰዎችን የምናነቃቃ ከሆነ ሰዎችን ታሪክ የምንነግራቸው ከሆነ ከታሪኩ የተለያዩ ቁም ነገሮችን የምናገኝበት መንገድ አለ ማለት ነው እነዚህ ምንድን ናቸው የተለያዩ እውቀቶችን ወደፊት የምናገኝበት ጥሩ ጥሩ ጎኖችን ይዘን ጥሩ ጥሩ ነገሮችን ይዘን ደግሞ መጥፎዎችን ጥለን መጥፎዎችን አሁንም ቢሆን እንዳንተገብራቸው የምንማርበት አንዱ መንገድ ነው ማለት ነው ስለዚህ ታሪኮች ብዙ ቁም ነገርን የሚያስተምሩን ብዙ ጥቅሞች ያሏቸው ናቸው እና ስለዚህ እነዚህን ታሪኮች የሀገራችንን ቢያንስ የሀገራችንን ታሪክ ማወቅ ያስፈልጋል ማለት ነው ስለዚህ እንደ ሀገራችን በኢትዮጵያ የሀገራችንን ታሪክ ማወቅ ይጠበቅብናል ማለት ነው ስለዚህ ታሪክ መንገድ ትወዳለህ ወይ ለሚለው ጥያቄ አዎ

እሺ እንግዲህ ማታ ምን አይነት ድምጽ ትሰማለህ የሚል ጥያቄ ነው የደረሰኝ። እንግዲህ ማታ ብዙ አይነት ድምፆችን እንሰማለን። ድምጽ ማለት እንግዲህ የተለያዩ አውሬዎች ሊሆኑ ይችላሉ የተለያዩ አእዋፋት ሊሆኑ ይችላሉ የተለያዩ ሰዎች ሊሆኑ ይችላሉ የሚያወጧቸው እንግዲህ የጩኸት ድምጽ ሊሆን ይችላል የደስታ ድምጽ ሊሆን ይችላል እንግዲህ ሰዎች የጮሁ ወይም ደግሞ የአራዊት ድምጽን ሲጮሁ እንግዲህ ልንሰማ እንችላለን ሌሊት እንግዲህ የተለያዩ ድምፆችን እንሰማለን ከነዛም ውስጥ እንግዲህ እኔ በህፃንነቴ ሆኜ እንግዲህ ስሰማቸው የነበረው እንግዲህ የተለያዩ ድምጾች ነበሩ እነዛ ድምጾች ምንድን ናቸው እንግዲህ የጅብ ድምጽ አለ ማለት ነው። እንግዲህ የጅብ ድምጽ የተለያዩ ጅቦች እንግዲህ በሌሊት ነው የሚያወጡት የተለያዩ ጅቦች እንግዲህ በተለያዩ በተለያየ ጊዜ በሌሊት ይወጣሉ ማለት ነው እንግዲህ ጅቦች በቀን አይታዩም በቀን እንግዲህ ጉድጓዳቸው ውስጥ ይውላሉ በቀን እንግዲህ አይናቸው ስለማያይላቸው ወይም ደግሞ ብርሃንም ማየት ስለማይችሉ ወደ ውጭ መውጣት አይችሉም። ስለዚህ እነዛ ጅቦች ውስጥ ተደብቀው ይቆዩና እነዛ ጅቦች እዛ ውስጥ ተደብቀው ይቆዩና ማታ ወይም ደግሞ ሌሊት ይወጣሉ ማለት ነው። እንግዲህ ሌሊት ሲወጡ አይናቸው ብርሃን ይሆናል። አይናቸው እንደ ሲኒ የመሰለ ትልልቅ የሆነ በጣም የሚያስፈራ ጥቋቁር የሆኑ እነሱ አይናቸው ደግሞ ነጭ የሆነ በጣም እንደስኒ የሚ ትልቅ የሆነ በጣም የሚያስፈራ ጅብ ነው ማለት ነው። ስለዚህ ጉልበታቸው በጣም ጠንካራ የሆነ በጣም የሚያስፈሩ ነገር ግን ደግሞ በጣም ፈሪ የሆኑ ትንሽ በባትሪ ነገር ስታበራባቸው የሚጠፉ የሚሮጡ አይነት ናቸው ማለት ነው። ስለዚህ ብርሃንን የሚፈሩ ነገር ግን በጨለማ ጊዜ የሚመጡ የነሱን ድምጽ እንግዲህ ማታ ማታ በህፃንነት ጀምሮ ስሰማ አድር ነበር። ምክንያቱም በአካባቢያችን ገጠር አካባቢ ስለነበር በዛን ጊዜ እንግዲህ ጅቦች ሲጮሁ እሰማ ነበር ማለት ነው። እንግዲህ ጅቦች በጣም ይጮሃሉ። ጅቦች የሚጮሁት እንግዲህ አንገታቸውን ወደ መሬት አድርገው እንግዲህ በጣም ይጮሃሉ ማለት ነው ሲጮሁ እንግዲህ መሬቱ ይንቀጠቀጣል በጣም ድምፃቸው ያስፈራ ነበር ማለት ነው። እንግዲህ ያን ጊዜ በሌሊት እንግዲህ ጅቦች ሲጮሁ አይ ነበር ማለት ነው። ከዛ በተጨማሪ እንግዲህ ምን አይ ነበር ቢባል ደግሞ የተለያዩ እንግዲህ የተለያዩ የአእዋፋትን ድምጽ እሰማ ነበር። እንግዲህ የተለያዩ ወፎች በሌሊት እንግዲህ ይጮሃሉ። እንግዲህ የተለያየ አውሬ ሲመጣባቸው ወይም ደግሞ የተለያየ ነገር ሲያገኛቸው በጣም ይጮሃሉ ልጆቻቸውን ወይም ደግሞ ሲጠሩ ሊሆን ይችላል ሲጠራሩም ሊሆን ይችላል የተለያየ ድምጽን ያወጣሉ እነዛን ድምጾች ሲያወጡ እንግዲህ ይጮሃሉ ማለት ነው እንግዲህ እነዛ ድምጾች ወፎች እንግዲህ ብዙም ጉዳት ሊያመጡ አይችሉም። ነገር ግን ትልልቅ አሞራቸው ከሆኑ ወይም ደግሞ ትልልቅ አሞራዎች ከሆኑ ዶሮዎችን ሊበሉ ይችላሉ እንጂ ግን ሰዎችን አይጎዱም ማለት ነው። ስለዚህ እነዛ ወፎች እነዛ ደግሞ በሌሊት ሲጮሁ በሌሊት ይጮሁ ነበር ማለት ነው እንግዲህ በሌሊት ሲጮሁ ብዙ ነገር ሰምቻለሁ ማለት ነው። ከዛ በተጨማሪ እንግዲህ በሌሊት የሚጮህ ነገር ድምጽ ሰምተህ ታውቃለህ ወይ ለሚለው ጥያቄ፣ አዎ፣ በሌሊት የሚጮህ እንግዲህ ሰዎችን ሰምቻለሁ። እንግዲህ ሌባ ሲያጋጥም ሰፈራችን ውስጥ ሌቦች ሲምጡ ወይም ደግሞ የተለያየ ችግር ሲፈጠር የተለያዩ ሰዎች እንግዲህ ይጮሃሉ ማለትም ደረሱልኝ ምናምን ብለው ይጮሃሉ ስለዚህ የዛን ጊዜ የተለያዩ ሰዎችን ድምጽ እሰማለሁ ማለት ነው። እንግዲህ በአካባቢያችን ሰው ስላለ እነዛ ሰዎች እንግዲህ ጅብ ሲመጣባቸው ሊሆን ይችላል፣ የተለያየ አውሬ ሲመጣባቸው ሊሆን ይችላል፣ ወይም ደግሞ እንስሳ ሲጠፋባቸው ሊሆን ይችላል። እንግዲህ ያን ጊዜ ሰዎች ይጮሃሉ ማለት ነው። እንግዲህ ሰዎች ሊጣሉም ይችላሉ ወይም ደግሞ ሌባ ሊመጣባቸው ይችላሉ ወይም ደግሞ ራሳቸው ሊደባደቡ ይችላሉ ያን ጊዜ ሲደባደቡም ሆነ ሲጣሉ እንግዲህ ይጮሃሉ ማለት ነው። ያን ጊዜ የሰዎች ድምጽ በሌሊት እሰማለሁ ማለት ነው። ከዛ በተጨማሪ እንግዲህ የእንስሳትን ድምጽ እሰማለሁ። እንግዲህ የእንስሳት በአቅራቢያችን ስላሉ እንስሳት እንግዲህ ማታ ማታ ከመኝታቸው ተነስተው እንግዲህ ይጮሃሉ ማለት ነው። እንግዲህ ሊነጋጋ ሲል ወይም ደግሞ ሌሊት እንግዲህ ይጮሃሉ ማለት ነው። እነዛ እንስሳዎች እንግዲህ በሬ ሊሆን ይችላል አህያ ላም ልትሆን ትችላለች ፍየል በጎች ሊሆኑ ይችላሉ። እነዛ ይጮሃሉ ማለት ነው ሌሊት ተነስተው። በሌሊት እንግዲህ ሊጮሁ ይችላሉ ማለት ነው። ስለዚህ እነዛ እንስሶች ሲጮሁ በሌሊት እሰማለሁ ማለት ነው። ከዛ በተጨማሪ እንግዲህ አስር ሰዓት ላይ ዶሮ ወንድ ዶሮዎች ይጮሃሉ ማለት ነው። እንግዲህ እኩኩ ሉሉ ይላሉ። እነዛ ዶሮዎች እንግዲህ የሚጮሁት መንጋቱን ለማብሰር ወይም ደግሞ ነግቷል ለማለት ነው። ስለዚህ እነዛ ዶሮዎች በሚጮሁበት ጊዜ ብዙ ጊዜ እሰማችኋለሁ ማለት ነው። እንግዲህ ዶሮ ካለ ቤታችን ውስጥ ይጮሃል ያ ዶሮ እንግዲህ ለምንድነው የሚጮኸው ቢባል እኛን ለመቀስቀስ እኛን ከእንቅልፋችን ለማንቃት እኛን ነግቷል፣ ተነሱ፣ ወደ ስራ ሄዶ፣ ተሰማሩ ለማለት እንግዲህ ይጮሃሉ ማለት ነው። እንግዲህ ዶሮዎች ብዙን ጊዜ አስር ሰዓት ከዛም አልፎ እንግዲህ ወደ ሊነጋጋ ሲል እንግዲህ ይጮሃሉ ማለት ነው። ስለዚህ ማታ ምን አይነት ድምጽ ትሰማለህ ለሚለው ጥያቄ የተያዩ የዘፈኖችን ድምጽ እችላለሁ፣ የመኪኖችን ድምጽ እሰማለሁ፣ የጅቦችን የእንስሳትን የአራዊትን እንግዲህ የሰዎችን ድምጽንም እንግዲህ ልሰማ እችላለሁ ማለት ነው። ስለዚህ ማታ ምን አይነት ድምጽ ትሰማለህ ለሚለው ጥያቄ ብዙ አይነት ድምጾች አሉ። እነዛ ድምጾች እንግዲህ የሚያስፈሩም ሊሆኑ ይችላሉ ወይም ደግሞ ደስ የሚሉም ድምጾች ሊሆኑ ይችላሉ። በአጠቃላይ እንግዲህ ድምፆችን ብዙ ጊዜ በሌሊት እሰማለሁ ማለት ነው። ግን እነዛ ድምጾች ብዙ ጉዳትም ጥቅም ላይኖራቸው ይችላል።

እሽ እንግዲህ ውሳኔ መስጠት እችላለሁ ይሄ ለሚለው ጥያቄ ውሳኔ መስጠት በጣም ቀላል ነገር ነው። ነገር ግን ውሳኔን ለመስጠት ማመዛዘን ያስፈልጋል። እንግዲህ ውሳኔ ማለት ነው መማሪያ እንግዲህ የተለያዩ ሁኔታዎች ልንገባ እንችላለን ወይም ደግሞ ችግሮች ውስጥ ልንገባ እንችላለን። መሄድ አለብኝ ወይ የለብኝም ወይም ደግሞ መቅረት አለብኝ አሁን ወደ ስራ ለመሄድ ሊሆን ይችላል ወይም ደግሞ ወደ ተለያዩ ቦታዎች ሊሆን ይችላል ወደዛ እንግዲህ መሄድ አለብኝ ወይስ የለብኝም ብለን መናስም እንግዲህ እንደዛን እንግዲህ መሄድ አለብኝ ወይም የለብኝም ብረን? ለመወሰን እንግዲህ የተለያዩ መላምቶችን የተለያዩ አስተሳስቦችን ወይም ደግሞ መረጃዎችን ሰብስበን እነዛን ነገሮች እንግዲህ ማመዛዘን መያዝ ያስፈልጋል ማለት ነው። ከዛ ውሳኔም ከመስጠታችን በፊት ከግሩፕ ጋር ከሰው ጋር መወያየት ያስፈልጋል የተለያዩ ሰዎችን ስለሁኔታው ማማከር የተለያዩ ሰዎችን የተለያየ አሳብ መጠየቅ የተለያዩ ሰዎችን እንግዲህ ምክራቸውን ሀዛባቸውን መቀበል ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ከመወሳናችን ከመውሳናችን በፊት እንግዲህ ውሳኔ መወሰን ከመወሰናችን በፊት የተለያዩ ትሬኒጎችን የተለያዩ ስልጠናዎችን የተለያዩ ስለ ውሳኔ እንዴት መወሰን እንዳለበት እንዴት ውሳኔ ውሳኔ ላይ ድረስ እንዳለብን የተለያዩ ነገሮችን አንብበን መረዳት ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ውሳኔ ስንወስን ከጓደኞቻችን ጋር ሊሆን ይችላል ከቤተሰቦቻችን ጋር ሊሆን ይችላል ወይም ደግሞ ከማህበረሰቡ ጋር ተመካክረን ወይም ደግሞ ተበድይ በጠርጴዛ ዙራ አውርተንበት ሊሆን ይችላል ማለት ነው። ነገር ግን ዝም ብረን ውሳኔ የምንወስን ከሆነ ዝም ብረን የምንወስን ከሆነ የተለያዩ ጉዳቶች ውስጥ ልንገባ እንችላለን ያልሆነ ውሳኔ ወሰነን የማይሆን ውሳኔ ወይም ደግሞ የማይጠቅም ውሳኔ ከወሰንን ድርጅት ካለን ድርጅታችን ሊከስር ይችላል ወይም ደግሞ እኛ ራሱ የማይሆን ቦታ ሄደን ልንካሰር እንችላለን ማለት ነው። ብዙ የንብረትም ሆነ የብር ወይም ደግሞ የአካል ወይም የአእምሮ ቀውስ ውስጥ እንገባለን ማለት ነው። ስለዚህ ወደዛ ውስጥ ላለመግባት ወደዛ ውስጥ ወደ ችግር ውስጥ ላለመግባት ውሳኔያችንን መጀመሪያ በስርዓት እና በትክክል መወሰን ይኖርብናል ማለት ነው። ያንን ለማድረግ ደግሞ መጀመሪያ የተለያዩ መላመቶችን ማስቀመጥ አለብን ማለት ነው። አሁን ለምሳሌ ድርጅታችን ውጤታማ ነው ወይስ አይደለም? የሚለውን ውስጤታማ ወይም ደግሞ በጀት መመደብ የለብኝም አለብኝም ወስድ የለብኝም የሚለውን ውሳኔ ለመወሰን ወይም ደግሞ ኢንቨስት ኢንቨስት ለማመን ብር ማውጣት አለብኝ የብኝም የሚለውን ለማወቅ እንግዲህ መጀመሪያ ስለ ሁኔታው ጽናት ጥናት ማድረግ ያስፈልጋል። ያስፈልገናል ከዛ በኋላ ያንን ነገር ካጠናን በኋላ ያንን ነገር ካመዛዘንን በኋላ ያንን ነገር ካመዛዝንን በኋላ ሁኔታውን አይተን ሁኔታውን ተረድተን ከሰዎች ጋር ምክርን ተቀብለን ከሰዎች ጋር ተመካክረን የተለያዩ ምክሮችን የተለያዩ ሀሳቦችን የተለያዩ ሁኔታዎችን ካመዛዘንን በኋላ ከዛ ያንን እንግዲህ የመቀበል ያንን ሁኔታውን መወሰን ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ሀሳቦችን በተለያዩ ሁኔታዎችን መተግበር ያስፈልጋል ማለት ነው። ስለዚህ ውሳኔ መስጠት እችላለሁ ወይ ለሚለው ጥያቄ አዎ ውሳኔ መስጠት እችላለሁ። ውሳኔ መስጠት እንግዲህ የተለያዩት ጥቅሞች አሉት ውሳኔ የምትሰጥ ከሆነ እንግዲህ የምትወሰን ከሆነ

እሺ እንግዲህ የስራ እድገት እየፈለክ ነው ወይ የሚል ጥያቄ ነው የደረሰኝ እንግዲህ የስራ እድገት ማለት ማለት ነው የስራ እድገት ለምን ያስፈልጋል የስራ እድገት ምንድነው ጥቅሙ የሚሉትን እንግዲህ ማየት እንችላለን ማለት ነው። እንግዲህ የስራ እድገት እየፈለክ ነው ወይ ለሚለው ጥያቄ ወይ የስራ እድገት እየፈለኩ ነው? የስራ እድገት እንግዲህ እንዴት ነው የሚፈለገው ምንድነው እንግዲህ የስራ እድገት የሚፈለገው የተለያዩ ትምህርቶችን በመማር ተጨማሪ ትምህርቶችን አሁን ለምሳሌ እኔ ዲግሪ ተምሬ ከሆነ የተለያየ ማስተርስን ሁለተኛ ዲግሪን አንደኛ ዲግሪ ተምሬ ከሆነ ሁለተኛ ዲግሪን ሁለተኛ ዲግሪን ተምሬ ከሆነ ሶስተኛ ዲግሪን የተማርኩኝ እንግዲህ የስራ እድገቴን ማስጨመር እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ የስራ እድገትን እንዴት ነው የምናስጨምረው ቢባል ደግሞ የተለያዩ እውቀቶችን የተለያዩ ትምህርቶችን በመማር ወይም ደግሞ የተለያዩ ስራ ልምዶችን በማግኘት ነው። እንግዲህ የተለያየ ከአመት አመት ስንሰራ ከአመት አመት የተለያየ እውቀትን ስናገኝ በስራው እያደግን ስንሄድ እንግዲህ የተለያዩ እውቀቶችን እናገኛለን ማለት ነው በዛ አማካኝነት እንግዲህ የስራ እድገት ሊሰጠን ይችላል። ስለዚህ የስራ እድገት እየፈለክ ነው ወይ ለሚለው ጥያቄ አዎ የስራ እድገት እየፈለኩ ነው? ምን ባረ በማድረግ ነው የምትፈልገው ሲባል እንግዲህ እየተለያዩ ትምህርቶችን በመማር ሁለተኛ ዲግሪዬን እየተማርኩ ነው እኔ አሁን የሁለተኛ ዲግሪዬን በመማር ከዛ በተጨማሪ ደግሞ እ የተለያየ የስራ አመት እየጨመርኩኝ ወይም ደግሞ የስራ ልምዴን በመጨመር የተለያዩ እውቀቶችን ስለ ስራው ያለኝን እውቀትን በመጨመር እንግዲህ የተለያዩ የስራ ልምዶችን እፈልጋለሁ የስራ እድገትን እፈልጋለሁ ማለት ነው። ስለዚህ አለቆችን በመጠየቅ አለቆችን በማማከር የስራ እድገት እንደሚያስፈልገኝ ለቤተሰቦችም ለኔም ሆነ የስራ እድገት እንደሚያስፈልገን እያማከርኩኝ እንግዲህ የተለያዩ የስራ እድገቶችን እፈልጋለሁ ማለት ነው። እንደዛም ሆኖ ደግሞ ከቢሮ ከቢሮ ይሻሻላል እና እዚህ ቢሮ የስራ እድገት ከሌለ ወደ ሌላ ቢሮ እየሄድኩኝ የተለያየ ቢሮዎች ጋር እየሄድኩኝ እየጠየኩኝ የተሻለ ስራ እንዳለ የተሻለ ለኔ የሚመጥነኝ ወይም ደግሞ ለኔ የሚሆን ስራ ካለ እፈልጋለሁ ማለት ነው። እንግዲህ የስራ እድገትን እየፈለግን እየፈለክ ነው ወይ ለምለው ጥያቄ አዎ እየፈለኩ ነው? እንግዲህ የስራ እድገት ምንድነው ጠቅሙ ሲባል እንግዲህ የስራ እድገት እንግዲህ የተለያዩ ጥቅሞችን ይዞልን ይመጣል አንደኛ ምንድነው ጥቅሙ የደሞዝ ጭማሪ ሊኖረው ይችላል እንግዲህ የደሞዝ ጭማሪ ኖሮ ማለት እንግዲህ ህይወታችን የተስተካከለ ይሆናል ማለት ነው። የምንቸገርበት ነገር አይሆንም በኢኮኖሚ አንቸገርም ማለት ነው። ስለዚህ የተሻለ የደሞዝ የሚከፈልን ከሆነ የተሻለ ገቢ የምናገኝ ከሆነ ጥሩ ህይወትን የመኖር እድል እናገኛለን ማለት ነው። ለኛም ሆነ ልጅ ለልጆቻችን ከዛም አልፎ ለቤተሰቦቻችን እንግዲህ የተሻለ ህይወትን የተሻለ እድልን ለማግኘት እንግዲህ የተሻለ የስራ እድል ማግኘት ያስፈልገናል ማለት ነው። ስለዚህ የተሻለ ስራ እድል ማግኘት የሚጠቅመው አንደኛ ደሞዝን ለማሳደግ ወይም ደግሞ የገቢ ምንጭን ከፍ ለማድረግ ነው። ሁለተኛ ደግሞ የስራ እድል እንግዲህ የስራ እድገት የሚጠቅመው የተሻለ ቦታ ላይ ለመቀጠር ነው። እንግዲህ እኛ ገጠር ገጠር ተቀጥረን ከሆነ ያን ገጠር ቦታ ካልተመቸን ወይም ደግሞ የማይመች ቦታ ከሆነ ለምሳሌ በረሃ አካባቢ ከሆነ ወይም ደግሞ በሽታ የበዛበት ቦታ ከሆነ ወይም ደግሞ ገጠር ከሆነ ያ ቦታ ለህይወታችን ላይመችን ይችላል ወይም ደግሞ ለአቀማመጥ ላይመቸን ይችላል ስለዚህ ወደ ትልልቅ ከተሞች ሄደን ለመኖር ወይም ደግሞ ወደ ተሻሉ ቦታ ሄደን ለመኖር እንግዲህ እዛ ቦታ ላይ የስራ እድገትን እንፈልጋለን ማለት ነው። ስለዚህ የተሻለ ቦታ ውስጥ ለመኖር ወይም ደግሞ የተሻለ አካባቢ ላይ ለመኖር የተሻለ ቦታ ላይ ለመድረስ እድገትን እንፈልጋለን ማለት ነው። ስለዚህ እነዚህን የመሳሰሉት ጥቅሞች አሉት ማለት ነው። ከዛ በተጨማሪ ደግሞ የተሻለ የድርጅት ወይም ደግሞ የተሻለ እውቀትን ከሌሎች ድርጅቶች ለመማር ወይም ደግሞ የተሻለ እውቀትን ለማግኘት የተሻለ የስራ እድገትን እፈልጋለሁ ማለት ነው። ምክንያቱም የተሻለ የስራ እድገት ሳገኝ እዛ ላይ ደግሞ የተለያዩ እውቀቶችን የተለያዩ ትምህርቶችን ማግኘት ስለሚችል እነዛን ትምህርቶች እነዛን እውቀቶች ለማግኘት የተሻለ የስራ እድል እፈልጋለሁ ማለት ነው። እሺ ከዛ በተጨማሪ እንግዲህ የስራ እድገት እየፈለክ ነው ወይ ለሚለው ጥያቄ እንግዲህ አዎ የስራ እድል የስራ እድገት እየፈለኩ ነው? የስራ እድገት የሚያስፈልገው እንግዲህ ብዙም ምክንያቶች አሉ እንግዲህ የስራ እድገት ብዙ ጥቅሞች አሉት የስራ እድገት እንግዲህ ብዙ እነዛን ጥቅሞች ለማግኘት ደግሞ የስራ አድገትን መፈለግ ያስፈልጋል ማለት ነው። ስለዚህ የስራ እድገትን በትምህርት ልናመጣው እንችላለን ከዛም አልፎ ደግሞ በሙያ በመማር ወይም በመሞር ብዙ አመት በመስራት በስራ ልምድ ልናገኘው እንችላለን ማለት ነው። ከዛ በተጨማሪ እንግዲህ የስራ ልምድ ለምን ይጠቅመናል ብንል ደግሞ የስራ ልምድ እንግዲህ አንደኛ እንግዲህ ለገቢ ምንጭነት ያገለግላል ምክንያቱም የተለያዩ ደሞዞችን ስናገኝ የተለያዩ ጥቅማጥሞችን ስናገኝ የዛን ጊዜ እንግዲህ የተለያየ የገቢ ምንጭ ወይም ደግሞ የተሻለ ገንዘብ እናገኛለን ማለት ነው። ስለዚህ ያንን ገንዘብ ለማግኘት ያንን ገንዘብ ለመጠቀም የተሻለ የስራ እድገትን እንፈልጋለን ማለት ነው። ከዛ በተጨማሪ እንግዲህ የተሻለ የስራ ቦታን የተሻረ ከተማ ላይ ለመገኘት ወይም ደግሞ የተሻለ ቦታ ላይ ለመኖር ስንፈልግ እንግዲህ የስራ እድገትን ያስፈልገናል ማለት ነው። ስለዚህ የስራ እድገትን እየፈለክ

እሺ እንግዲህ የምትወደው ምግብ ምንድነው? የሚል ጥያቄ ነው የደረሰኝ እንግዲህ የምወደው ምግብ ምግብ ማለት መጀመሪያ ምን ማለት ነው ምግብ ለምን ይጠቅማል የምወደው ምግብ ምንድነው የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። ምግብ ማለት እንግዲህ ለሰው ልጆች መሰረታዊ ነገር የሆነ ሰዎች እንግዲህ በህይወት ለመኖር ወይም ደግሞ ሰዎች እዚህ አለም ላይ ለመኖር የሚያስፈልጋቸው ነገር አንዱ እና ዋናኛው የሆነ እንግዲህ ምግብ ነው ማለት ነው እንግዲህ የሰው ልጅ ምግብ ያስፈልገዋል ምግብ ከሌለ የሰው ልጅ መኖር አይችልም። ያን ምግብ እንግዲህ መመገብ አለበት ማለት ነው። እንግዲህ የሰው ልጆች ከብዙ አይነት ነገር ብዙ አይነት ነገር ይመገባሉ እነሱም እንግዲህ ከእንስሳት ተዋጽኦ ሊሆን ይችላል ወይም ደግሞ ከእንስሳት ተዋጽኦ ሊሆን ይችላል። እንግዲህ የሰው ልጅ የሚመገበው ምንድነው ቢሚባል እንግዲህ የሰው ልጅ ስጋን ሊመገብ ይችላል። ወተትን ሊመገብ ይችላል የተለያዩ ነገሮችን ሊመገብ ይችላል ፍራፍሬዎችን ጥራጥሬዎችን እንግዲህ የተለያዩ ስራ ስሮችንም ግንዶችንም ልመገብ ይችላል። እንግዲህ ያገኘውን የሰው ልጅ እንግዲህ ይመገባል ማለት ነው። ነገር ግን የሰው ልጅ እንግዲህ ምግቡን መርጦ ነው። የሚመገበው ለምሳሌ እንግዲህ የተለያዩ ምግቦችን አሁን ለምሳሌ እንግዲህ የተለያዩ ምግቦችን ይመገባል እንግዲህ የሰው ልጅ ስጋን ሊመገብ ይችላል ስጋን ግን ይመርጣል ለምሳሌ የፈረስና የአያን ስጋ አይበላም። ምክንያቱም እነሱ የተወገዙ ናቸው ስለዚህ ሌሎች ምግቦች ለምሳሌ የበሬ ስጋን የፍየልን የበግን ይመገባል ማለት ነው። እንግዲህ የዶሮን ስጋን ይመገባል ስለዚህ እነዚህ ምግባ ስጋ ውጪ እንግዲህ እየሰራ እየጠበሰም ሆነ እያቁላላ እንግዲህ እየቀቀለም ሆነ ሊመገብ ይችላል። ማመስገን ከዛ በተጨማሪ እንግዲህ የሰው ልጅ እንግዲህ እንቁላሎችን ሊመገብ ይችላል። ከዶሮ የወጡት እንግዲህ ከዛ በተጨማሪ እንግዲህ እንቁላሎችን ከወተቶች ሊመገብ ይችላል። ወተት እንግዲህ የሚገኘው ከእንስሳት ታልበው ወይም ደግሞ ልጅ ሲወልዱ እንስሳቶች ታልበው ወይም ደግሞ ከእነሱ ማህፀን ወይም ደግሞ ከእነሱ ጡት የታለበው ነገር ያን ነገር እንግዲህ በመጠጣት እንግዲህ ሰዎች ያሳልፋሉ። ከዛ በተጨማሪ እንግዲህ ንቦች ላይ የሚገኝ ማርን ይጠቀማሉ የሰው ልጆች እንግዲህ ብዙ ነገር ይመገባሉ። ከዛ በተጨማሪ እንግዲህ ሰዎች መሬትን አርሰው መሬትን ቆፍረው የተለያዩ ዘሮችን በመዝራት የተለያዩ አትክልቶችን በመትከል ምግብን ያዘጋጃሉ ማለት ነው። እነዛም እንግዲህ ዘርተው ሲበቅልላቸው ትላዩ ማሽላዎችን የተለያዩ ጤፎችን የተለያዩ በቆሎችን ስንዴዎችን ጓያዎችን አተሮችን ክኮችን እነዛን እንግዲህ በማግኘት እንግዲህ ለምግብነት በመስራት በመቀቀል በመጥበስም ሆነ የተለያዩ ነገሮችን በማድረግ እንግዲህ ለምግብነት ይጠቀሙባቸዋል ማለት ነው። እንግዲህ የሰው ልጅ ብዙ ነገሮችን ይመገባል ብዙ ነገሮችን ይበላል። እንግዲህ እነዛም ደግሞ አንድም ደግሞ የስራስሮችን ይመገባል እንግዲህ አትክልቶችንም ይመገባል ስራ ስሮችንም ይመገባል ስራ ስሮች ሲባሉ እንግዲህ ምንድን ናቸው? የሚባል እንግዲህ ካሮት ሊሆን ይችላል የተለያዩ ድንቾች ሊሆን ይችላል የተለያዩ ስኳር ድንቾች ሊሆን ይችላሉ ጎደሬ ሊሆን ይችላሉ የተለያዩ ምግቦች አሉ እነዛን እንግዲህ የሰው ልጅ ይመገባል ማለት ነው። እንግዲህ የሰው ልጅ ለመኖር በዚህ አለም ምግብ ያስፈልገዋል ያን ምግብ እንግዲህ ከዛ ያገኛል ማለት ነው። እንግዲህ የምትወዱት ምግብ ምንድነው? ነው የተባልኩት እኔ የምወደው ምግብ እንግዲህ እኔ የምወደው ምግብ ብዙ አይነት ምግብ አለ ለምሳሌ ዶሮ ወጥ እወዳለሁ። ዶሮ ወጥ እንግዲህ በሀገራችን ኢትዮጵያ በጣም የሚወደድ የምግብ አይነት ነው ያን ምግብ እንግዲህ በጣም እወደዋለሁ ማለት ነው። ከዛ በተጨማሪ እንግዲህ ምንድነው የምትወደው መጠጥስ ቢባል እንግዲህ የተለያዩ መጠጦች አሉ እንግዲህ ቢራ ሊኖር ይችላል የተለያየ አረቄ ሊሆን ይችላል ቢራ ሊሆን ይችላል የተለያየ ጠላ ጠጅ ሊሆን ይችላል የተለያየ መጠጥ አለ። ነገር ግን እኔ የምወደው መጠጥ እንግዲህ ወተት ሊሆን ይችላል ወተት እንግዲህ ብዙ ደስ የሚል በጣም ጠቃሚ ለሆነ ለእድገትም ሆነ ለአእምሮ ብስለት በጣም ጠቃሚ የሆነ ንጽረ ነገር ያለው በውስጡ ያን ነው እንግዲህ እኔ በጣም እወደዋለሁ ማለት ነው። ከዛ በተጨማሪ እንግዲህ የሰው ልጅ እንግዲህ በብዛት የሚወደው ወይም ደግሞ በብዛት የሚመገበው ባይሆንም በጣም የሚወደው ምግብ እንግዲህ ስጋ ነው። ስጋ እንግዲህ እንስሳትን በማረድ እንስሳትን እንግዲህ በማረድ ወይም በመጥበስ ሆነ በተለያየ ነገር አድርጎ ሊመገበው የሚችል እንግዲህ የስጋ አይነት ነው ስለዚህ ስጋ በጣም ደስ የሚል ሲባሉት ደስ የሚል በጣም በብዙ ጊዜ በጾም ጊዜ የማይበላ ነገር ግን በፍስክ ጊዜ የሚበላ ደስ የሚል የምግብ አይነት ነው ማለት ነው። ስለዚህ ሰዎች አበብዛት እንግዲህ የሚወዱት የምግብ አይነት እንግዲህ ስጋ ነው። ከዛ በተጨማሪ እንግዲህ ሰዎች እንግዲህ የተለያየ ምግብ ይበላሉ በየአይነት ይበላሉ ሽሮ ይበላሉ የተለያየ እንጀራን ይመገባሉ ማለት ነው። ዳቦ ይመገባሉ ያንን ጊዜ የተለያየ እንደ ፍላጎታቸው ሊለያይ ይችላል ነገር ግን የኔ የምግብ አይነት ምርጫዬ የምግብ ምርጫ እንግዲህ ስጋ ሊሆን ይችላል። ማለት ነው እንጀራ እና ስጋ በጣም ደስ የሚል እና በጣም ተወዳጅ የምግብ አይነት ነው ማለት ነው። ስለዚህ ያንን የምግብ አይነት እኔ በጣም እወደዋለሁ ከዛ በተጨማሪ እንግዲህ የምትወዱት ምግብ ምንድነው? ለሚለው ጥያቄ የምንወደው ምግብ ብዙ ሊሆን ይችላል ነገር ግን በጣም ደስ የሚለንና በጣም የምናወደው በሀገራችን ኢትዮጵያም እንደ ባህላዊ ከሆነ እንደ ዘመናዊ ምግብ የሚቆጠር በጣም ደስ የሚል የምግብ አይነት እንግዲህ የዶሮ ወጥ ነው። የዶሮ ወጥ እንግዲህ የስጋ አይነት ነው ከስጋ ዶሮዎችን በማረድ የተለያዩ ቅመሞችን በመጨመር የሚሰራ አይነት የምግብ አይነት ስለዚህ የዶሮ ወጥ በጣም እወዳለሁ ማለት

እሽ እንግዲህ የምትወደው ከተማ ምንድነው? የሚባል ጥያቄ ነው የደረሰኝ እንግዲህ የምትወደው ከተማ የት ነው የሚለው ጥያቄ? እንግዲህ እኔ የምወደው ከተማ። አንደኛ እንግዲህ ሀዋሳ። ነው ሀዋሳ በጣም ደስ የሚል ከተማ ነው የምወደው ከተማ። ሀዋሳ ነው ሀዋሳ እንግዲህ በጣም ትልልቅ ሆቴሎች አሉበት በጣም ትልልቅ ሀይቅ ትልቅ ሀይቅ ያለበት። በጀልባ ሲሄዱ ደስ የሚል አሳ ያለበት በጣም። ለውበቱም ራሱ ጨረቃን ስታይ እዛ ጋር ሆና በጣም ደስ የምትል ፀሀይ ስትገባ ስታይ። በጣም ደስ የሚል በጣም የሚያረካ በጣም ውበት ያለው በጣም ፎቆች ያሉት በጣም መንገዱ ንጹህ የሆነ በጣም ደስ የሚል ከተማ አይነት ነው። ስለዚህ ያን ከተማ በጣም እወደዋለሁ ማለት ነው። እንግዲህ አዋሳ ስገባ በጣም ለመጀመሪያ ጊዜ ሳየው በጣም ደስ ያለኝ ነገር ቢኖር እንግዲህ ሀይቁ ነው። ሀይቁ በጣም ሰፊ ከመሆኑ የተነሳ በጣም ለማየት ያስቸግራል ከሩቅ አይተን የማንጨርሰው ነገር ግን። በጀልባ ስንሄድ በጣም ደስ የሚል በጣም የሚማርክ ሀይቅ ያለው። ከዛ በተጨማሪው አዋፋቱ ወፎቹ እዛ ላይ የሚመጡት በጣም ደስ የሚሉ የወፎች አይነት ያሉት ከዛ በተጨማሪ እንግዲህ ብዙ ነገሮች አሉት። የወፍ አይነት እንግዲህ ያ ሀዋሳ ሀይቅ እንግዲህ በጣም ደስ የሚል ሀይቅ ነው ማለት ነው። ከዛ በተጨማሪ እንግዲህ ሀዋሳን እወዳታለሁ ከዛ ሀዋሳን ምኑን እወዳታለሁ ቢባል ሰዎቹ በጣም ደስ የሚሉ በጣም ተግባቢ በጣም ለሰው አሳቢ በጣም ደስ የሚሉ ሰዎች ናቸው ማለት ነው። ስለዚህ እነዛን ሰዎች እወዳቸዋለሁ። ከዛ በተጨማሪ እንግዲህ ፎቆቹ ደስ ይላሉ የሀገሪቱ ንጽህና እና የሀገሪቱ ውበት እንግዲህ ደስ ይላሉ። አሁን ከዛ በተጨማሪ እንግዲህ ምን የምትወደው ከተማ የት ነው? የሚባል እንግዲህ ከዛ በተጨማሪ እኔ የምወደው ከተማ እንግዲህ ምንድነው የሚባል ባህር ዳር ነው። ባህር ዳር እንግዲህ በጣም ደስ የምትል ሀገር ናት። ሀገሯ እንግዲህ በጣም የምታምር ውበት ያላት ባህር ዳር ስሟ ራሱ በጣም ደስ የሚል። ስሟ ራሱ ከባህር ዳር የተቀመጣች ወይም ደግሞ ከባህር አጠገብ የምትኖር ከተማ ማለት ነው። ስለዚህ ባህር ዳር የሚባል ወይም ደግሞ ጣና ሀይቅ አጠገብ ስለምትኖር ባህር ዳር የተባለች ሲሆን እና ያን ጊዜ በጣም ደስ የምትል። በጣም ትልቅ እና ሰፊ በሀገራችን ኢትዮጵያ በጣም ሰፊው ሀይቅ የሚገኝባት በጣም ደስ የሚሉ ፓርኮች አሏት። በጣም ደስ የሚሉ አራዊት ያላት። አንበሳ የሚገኝበት ትልልቅ ጅቦች የተለያዩ ጦጣዎች የሚገኙበት ፓርክ ውስጥ የተለያዩ አራዊት የሚገኙበት ያለበት እንግዲህ እነዛን ሳይ በጣም ደስ የሚለኝ በጣም የሚያምር ውበት ያላት እንግዲህ ባህር ዳር ናት ማለት ነው። ከዛ በተጨማሪ እንግዲህ ከተማዎቿ ውበቷ ዩኒቨርሲቲው ራሱ በጣም ደስ የሚል በጣም የሚያምር ውበት ያሉ ዛፎቹ በስርዓት የሚከረከሙ ሳሮቹ በስርዓት የሚያድጉ በጣም ውበት ያለው እና ማህበረሰቡ ደስ የሚል ለሰው አሳቢ የሆነ ለሰው ሰውን የሚንከባከቡ። እንግዳን የሚቀበሉ የሆኑ በጣም ብዙ ሰዎች የሚገኙበት እንግዲህ እዛ ባህርዳር ነው ማለት ነው። ስለዚህ ባህርዳር በጣም ደስ የሚል ሀገር ነው ማለት ነው። ከዛ በተጨማሪ እንግዲህ አዲስ አበባ ደስ የሚል ከተማ ነው። አዲስ አበባ ብሄረ ብሄረሰቦችን መገኛ ነው። አዲስ አበባ እንግዲህ በጣም ሁሉም ብሄረሰብ የሚገኝበት እንግዲህ ሀገራችን ኢትዮጵያ ውስጥ ሰማንያ አምስት ብሄረሰብ አለ። ይባላል ያ ብሄረሰብ እንግዲህ አዲስ አበባ ውስጥ የሚገኝበት በጣም ትልልቅ ከ ፎቆች የሚገኙበት። በጣም የሀገራችን ካፒታል ወይም ደግሞ ዋና መቀመጫ የሆነች በጣም ደስ የምትል በጣም ትልቅ የሆነች በጣም ሰፊ የሆነች ከሀገራችን ኢትዮጵያ በጣም ትልቅ ዋና ሰፊዋ ሀገር የሆነች ወይም ደግሞ ከተማ የሆነች ናት ማለት ነው። ስለዚህ የምትወደው ከተማ የት ነው? የሚባል እንግዲህ አዲስ አበባን እወዳታለሁ ማለት ነው። አዲስ አበባ ብዙ አክስቶች አሉኝ እነዛን አክስቶች እዛ ስለሚኖሩ በብዙ ጊዜ ሄጄ አይቻታለሁ። ስለዚህ አዲስ አበባ በጣም ደስ የምትል አዲስ አበባ ውብ የሆነች አዲስ አበባ። ለመኖር ማራኪ ለመኖር ተስማሚ አየር ጸባይዋ ምቹ የሆነ በጣም የማይቀዘቅዝ በጣም የማይቀዘቅዝ በጣም የማይሞቅ ተስማሚ የሆነ ለሰው ልጆች በጣም ደስ የሚል ነው ማለት ነው። ስለዚህ አዲስ አበባ እንግዲህ በጣም ደስ የምትል ትልልቅ ድርጅቶች አሉባት ትልልቅ እሳዎች የሚኖርባት ባለሀብቶች የሚኖርባት አይነት ከተማ ናት። እና ስለዚህ አዲስ አበባም በጣም እወዳታለሁ ማለት ነው። ከዛ በተጨማሪ እንግዲህ አዲስ አበባ ላይ እንግዲህ ትልልቅ ፓርኮች አሉ የተለያዩ ፓርኮች አሉ እነሱ ጋር። ሳይ አራት ኪሎ አምስት ኪሎ ስድስት ኪሎ የሚባሉትን ሰፈሮች እንግዲህ በጣም ደስ የሚሉ ናቸው። እና እነዛን ሳይ እንግዲህ በጣም ደስ ይለኛል ማለት ነው። ከዛ በተጨማሪ እንግዲህ ደስ የሚለው ከተማ ምንድነው? ቢባል እንግዲህ ሀረር ከተማ ደስ ትለኛለች ወይም ደግሞ ድሬዳዋ ድሬዳዋ እንግዲህ በጣም ደስ የምትል የድሮ ከተማ ናት። ድሬዳዋ የፍቅር ከተማ ናት ይባላል እንግዲህ ደስ የምትል ከተማ ትመስለኛለች። እኔ ሄጄ ባላያትም ነገር ግን በጣም ደስ ደስ የሚሉ ነገሮች አሉባት በጣም ደስ የሚል የቤተክርስቲያን የለባት። በጣም ቁልቢ የሚገኝባት ያን ጊዜ እንግዲህ በጣም ብዙ ሰው የሚሄድባት በጣም ብዙ ሰው የሚጎበኛት ሀገር ናት ማለት ነው። ስለዚህ የምትወደው ከተማ የት ነው? ቢባል እንግዲህ እኔ የምወደው ከተማ ብዙ ከተማ ሊሆን ይችላል ነገር ግን በብዛት የምወዳቸው ከተሞች አሉ። እነዛ ምንድን ናቸው? ቢባል ባህር ዳር አለ ሀዋሳ አለ አዲስ አበባ አለ መቀለ አለ ጅም አለ።

እንግዲህ ዜናውን ከየት ታገኛለህ የሚል ጥያቄ ነው? ድረስ እንግዲህ ዜና ከብዙ አይነት መንገድ ሊገኝ ይችላል ዜና። ማለት እንግዲህ አዲስ ነገር ወይም ደግሞ አዲስ መረጃ ማለት ነው። እንግዲህ አዲስ ነገርን ወይም ደግሞ አዲስ መረጃን ከየት እናገኛለን ቢባል ከተለያዩ መረጃዎች ወይም ደግሞ ከተለያዩ ድረ ገጾች ወይም ደግሞ ከተለያዩ መተግበሪያዎች ላይ ዜናዎችን ልናገኝ እንችላለን። በብዛት እንግዲህ በሀገራችን የተለመደው ከሬዲዮ ነው። ከሬዲዮ ላይ እንግዲህ የተለያዩ ዜናዎችን ማግኘት እንችላለን። አዳዲስ ነገር ሲፈጠር አዳዲስ ነገር ሲከሰት እንግዲህ የተለያዩ ዜናዎች አሉ። እንግዲህ ሁለት ሰዓት ላይ ሰባት ሰዓት ላይ ወይም ደግሞ አንድ ሰዓት ላይ ዜናዎች አሉ ማለት ነው። እንግዲህ ማታ ሁለት ሰዓት ላይ የተለያዩ ዜናዎች በቀኑ ሙሉ የተደረጉ ዜናዎች ይወጣሉ። እንግዲህ ያንን ጊዜ የምናዳምጥ ከሆነ የምንሰማ ከሆነ እንግዲህ ያን ጊዜ እንግዲህ ዜናዎችን ልንሰማ እንችላለን። ያን ግዜ አዳዲስ ነገሮችን እንሰማለን ማለት ነው። ከዛ በተጨማሪ እንግዲህ ዜናዎችን በሬዲዮ እናገኛለን። ከዛ በተጨማሪ እንግዲህ ዜኖችን ቴሌቨጅን ልንሰማ እንችላለን ሲል እንግዲህ በቴሌቨጅን እናያለን። የተለያዩ ቻናሎችን ወይም ደግሞ የተለያዩ መተግበሪያዎች ላይ እነዛን ዜናዎችን እናገኝ እንችላለን። ለምሳሌ ቴሌቪዥን ላይ ስናገኘው እንግዲህ ያን ዜና ሁለት ሰዓት ላይ መቻል ሶስት ሰዓት ላይ ያን ጊዜ። ዜናውን እንግዲህ የተለያዩ የስፖርት ዜና ሊሆን ይችላል የተለያየ የ አየር ሁኔታ ዜና ሊሆን ይችላል። ወይም ደግሞ አለም አቀፍ ዜና ሊሆን ይችላል። ያን እንግዲህ ከተለያዩ ቦታዎች ልናገኝ እንችላለን ማለት ነው። ስለዚህ ዜና ማለት አዳዲስ ነገሮች የሚነገርበት አዳዲስ ነገር የሚፈጠርበት ያን ጊዜ የሚናገሩ ሰዎች እንግዲህ ዜና አቅራቢያ ይባላሉ ማለት ነው። ስለዚህ እነዛ ዜና አቅራቢያዎች መጀመሪያ ተዘጋጅተው መጀመሪያ መረጃ ፈልገው መጀመሪያ ያንን መረጃ ያመጡልናል ማለት ነው። ያን መረጃ አምጥተው እንግዲህ ዜና ላይ ያሰራጩታል ወይም ደግሞ ለህዝቡ ይናገራሉ ማለት ነው። ያ እንግዲህ ያን ጊዜ እንግዲህ እኛ ያንን መምሰሉ ከተለያዩ ድረ ገጾች ላይ ወይም ደግሞ ከተለያዩ መተግበሪያዎች ላይ እናገኘው እንችላለን ማለት ነው። ያንን እንግዲህ ከተለያዩ መረጃዎች ከተለያዩ መተግበሪያዎች ካገኘነው በኋላ እንግዲህ ያንን ያገኘነውን መተግበሪያ ያገኘነውን ድረ ገጽ ያገኘነውን ያንን ነገር ዜናውን እንግዲህ እንደፈለግን እንግዲህ ልንወስደው እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ያንን ዜና ያንን ወይም ደግሞ ያንን ወስደን የተለያዩ ነገሮችን የተለያዩ መተግበሪያዎችን እንሰራበታለን ማለት ነው። ከዛ በተጨማሪ የተለያዩ ሁኔታዎችን ማገናኘት እንችላለን ማለት ነው። ስለዚህ ዜናውን ከየት ታገኛለህ ለሚለው ጥያቄ? ዜና እንግዲህ የሚገኘው ከተለያዩ መተግበሪያዎች ከተለያዩ ሁኔታዎች ከተለያዩ አደራረጎች ወይም ደግሞ ሁኔታዎች ላይ ዜና ልናገኝ እን ችላለን ማለት ነው። ስለዚህ ዜናን በአግባቡ ማዳመጥ ያስፈልጋል ምክንያቱም

መሽን እንግዲህ ስልክ ካሜራ ትጠቀማለህ ወይ? የሚል ጥያቄ ነው? የደረሰኝ አዎ የስልክ ካሜራን እጠቀማለሁ የስልክ ካሜራ። ማለት ምን ማለት ነው? የስልክ ካሜራ ለምን ይጠቅማል የስልክ ካሜራ። የት እንጠቀማለን የሚለውን እንግዲህ ለማብራት እሞክራለሁ። እሺ እንግዲህ የስልክ ካሜራ ማለት ስልካችን ጀርባ ላይ የሚገኘው ወይም ደግሞ በፊት ለፊትም ሊሆን ይችላል የሚገኝ እንግዲህ ሰዎችን ፎቶ ለማንሳትም ከሆነ ቪዲዮዎችን ለመቅረጽ የሚጠቅም እንግዲህ አንድ የካሜራ አይነት ነው። ማለት ነው። ስለዚህ የስልክ ካሜራ በብዛት እንግዲህ በስልካችን በእጃችን ዘንድ የምንዞረው አይነት ስለሆነ በእጃችን ይዘን የምንጠቅመው አይነት ስለሆነ በእጃችን እየወሰድን የምንጠቀመው ስለሆነ እንግዲህ ለብዙ ነገር ሊጠቅመን ይችላል ማለት ነው። እንግዲህ ይሄን ካሜራ እንግዲህ የተለያዩ ዜናዎችን ለመስራትም ሆነ የተለያዩ ቲክቶኮችን ለመስራት የተለያዩ ነገሮችን ለማከናወን እንግዲህ ካሜራዎችን አውጥተን እንግዲህ የስልክ ካሜራችንን አውጥተን ልንቀርጽ እንችላለን ማለት ነው። ስለዚህ ያን ነገር ስንጠቀምበት ቪዲዮዎችን ሊሆን ይችላል፤ ፎቶዎችን ሊሆን ይችላል እንጠቀምበታለን ማለት ነው። እንግዲህ ካሜራ ይባላል ማለት ነው። ያ እንግዲህ ያ ምንድነው? ጥቅሙ ብንል እንግዲህ የስልክ ካሜራ ትጠቀማለህ ወይ ለሚለው ጥያቄ አዎ እጠቀማለሁ። ምንድነው ጥቅሙ? ቢባል እንግዲህ የተለያዩ ቪዲዮዎችን እና የተለያዩ ፎቶዎችን ለመነሳት ወይም ደግሞ በሰርግ ጊዜ ሊሆን ይችላል የተለያዩ ዝግጅቶች ላይ ሊሆን ይችላል ወይም ደግሞ የተለያዩ ባህላት ላይ ሊሆን ይችላል የተለያዩ ፎቶዎችን በማንሳት የተለያዩ ቪዲዮዎችን በማንሳት ለወደፊት እንግዲህ ልንጠቀምባቸው ወይም ደግሞ ልናስታውሳቸው ስንፈልግ ልናያቸው የምንችላቸው ነገሮች እናልማለን ማለት ነው፤ ከዛ በተጨማሪ እንግዲህ በስራ ሰዓት እንግዲህ የተለያዩ ቪዲዮዎችን እና ፎቶችን ልናነሳ እንችላለን። እንግዲህ በዛን ጊዜ በስልካችን በስልካችን ካሜራ የተለያዩ ቪዲዮዎችን እና ካሜራዎችን አንስተን እንግዲህ ለብዙ ጊዜ ለስራ ልናውላቸው እንችላለን ማለት ነው። እንግዲህ እንደ መረጃ ሊጠቅሙን ስለሚችሉ ወደፊት ሊጠቅሙን ስለሚችሉ እነዛን አጠራቅመን እንግዲህ አንድ ላይ ልናስቀምጣቸው ይገባል ማለት ነው፤ ምክንያቱም አንድ ቀን ያስፈልጉን ስለሚችሉ አንድ ቀን ሊጠቅሙን ስለሚችሉ እነዛን እንግዲህ አጠራቅመን አንድ ላይ ይዘን አንድ ላይ አድርገን እንግዲህ ልንጠቀምባቸው የምንችላቸው ናቸው ማለት ነው። ስለዚህ የስልክ ካሜራ ትጠቀማለህ? ወይ ለሚለው ጥያቄ አዎ የስልክ ካሜራ እጠቀማለሁ። የስልክ ካሜራ እንዴት? እጠቀማለሁ ይሄን መጀመሪያ እንግዲህ ስልካችንን እናበራዋለን ስልካችንን ካበራን በኋላ ከዛ በኋላ መተግበሪያዎቹ ጋር እንሄድና የስልክ ካሜራ የሚለውን እንነካለን የስልክ ካሜራ ካሜራውን እንነካ እና ከዛ በኋላም ቪዲዮውን ሪከርድ እናደርጋለን ማለት ነው። እንግዲህ እናስጀምረዋለን ከዛ በኋላ እናስጀምርና ከዛ በኋላ እስከሚያልቅ ድረስ ልጁ ወይም ደግሞ ሰው ቪዲዮ የምናነሳው ነገር እስከሚጨርስ ድረስ ወይም ደግሞ እስከምንፈልገው ድረስ ይቆይና ከዛ በኋላ እንዘገዋለን ከዛ በኋላ አስቀምጥ እንለዋለን ማለት ነው። ከዛ አስቀምጥ እንለዋለን ከዛ ቦታ ያስቀምጥልናል ማለት ነው። ስለዚህ እንደዛ አድርገን እናስቀምጠዋለን ከዛ በተጨማሪው የስልክ ካሜራን እንግዲህ ለብዙ ነገር እንጠቀመዋለን። ለምን እንጠቀማለን እንግዲህ የተለያዩ መልኮችን ለማየት ወይም ደግሞ የተለያዩ ጽሁፎችን ለማንበብ እንዲቀርብልን ወይም ደግሞ ለማቅረብና ለማራቅ እንዲመችን የተለያዩ ነገሮችን ካሜራ እናነሳለን ማለት ነው። ስለዚህ የተለያዩ ካሜራ አንስተን ብናቀርባቸውና ብናርቃቸው የተለያየ የተለያየ የተለየ እውቀት እናገኝበታለን ማለት ነው። ስለዚህ የተለያየ እውቀትን ለማግኘት የተለያየ ቪዲዮዎችን ፎቶዎችን ለማንሳት እንግዲህ የስልክ ካሜራ ያስፈልጋል ማለት ነው። እንግዲህ የስልክ ካሜራን ትጠቀማለህ? ወይ ለሚለው ጥያቄ የስልክ ካሜራን እጠቀማለሁ። ከዛ በተጨማሪም የተለያዩ ሁኔታዎችን እንግዲህ ለማንሳት ወይም ደግሞ ቪዲዮዎችን ለማንሳት ወይም ደግሞ ፎቶዎችን ለማንሳት እጠቀምበታለሁ ማለት ነው። እንግዲህ ይሄን ስጠቀም እንግዲህ በብዛት እንግዲህ ቤተሰቦቼ ጋር ሊሆን ይችላል ቤተሰቦቼ ጋር ለመዝናናት ስንሄድ እንግዲህ የተለያዩ እንስሳቶችን ላይ እችላለሁ የተለያዩ ፓርክ ውስጥ ያሉ ነገሮችን ላይ እችላለሁ እነዛን ነገሮች ሳይ እንግዲህ ቪዲዮዎችን ያነሳሁ ልንዝናናባው የምንችላቸው ነገሮች ናቸው። እንግዲህ ካሜራ ማን እንግዲህ ብዙ ጥቅሞች አሉት። እንግዲህ አንደኛ የገቢ ምንጭ ነው እንግዲህ ካሜራ ማንነት መሆን ወይም ደግሞ ካሜራ ማንሳት እንግዲህ ብዙ ጥቅሞች አሉት፤ አንደኛ ገቢ ምንጭ አለው። ሰዎችን በማንሳት ሰዎችን ቪዲዮን ፎቶን በማንሳት እንግዲህ የተለያዩ ገንዘቦችን መስራት እንችላለን ማለት ነው። ስለዚህ ገንዘብ ለመስራት አንደኛ ይጠቅማል ማለት ነው። ከዛ በተጨማሪ እንግዲህ ለእርካታ ወይም ደግሞ ለደስታ ወይም ደግሞ ለትምህርት ልናደርገው እንችላለን ማለት ነው። እንግዲህ የተለያዩ ስራዎችን ለመስራት የተለያዩ ተግባራትን ለማድረግ የተለያዩ ቪዲዮዎችን መቅረጽ የተለያዩ ፎቶዎችን ማንሳት ይኖርብናል ማለት ነው፤ ስለዚህ እነዛን እያነሳን እየቀረጽን እንግዲህ እንጠቀምበታለን ማለት ነው። ስለዚህ የተለያዩ እውቀቶችና ችሮታዎችን ለማዳበር እና ለመተግበር ይጠቅመናል ማለት ነው። ስለዚህ የስልክ ካሜራን ትጠቀማለህ? ወይ ለሚለው ጥያቄ አዎ እጠቀማለሁ። ምክንያቱም የተለያዩ እውቀቶችን የተለያዩ ተግባራትን የተለያዩ መረጃዎችን ለመሰብሰብ ወይም ደግሞ ለማጠራቀም ይጠቅምኛል ማለት ነው። ከዛም በተጨማሪ እንግዲህ ለወደፊት ለልጅ ልጆቼ የማወርሰው ነገር ቢኖር ሊሆን ይችላል ማለት ነው። የተለያየ ቪዲዮዎችን አጠራቅሜ አንድ ላይ እሰጣቸዋለሁ ማለት ነው። ስለዚህ የስልክ ካሜራ ትጠቀማለሁ ወይ? ለሚለው አዎ

እሺ እንግዲህ የምትወደው መክሰስ ምንድነው ነው? የተባልኩት እንግዲህ የምወደው መክሰስ ብዙ አይነት መክሰስ አለ መጀመሪያ መክሰስ ማለት እንግዲህ ከምሳና ከእራት መካከል የሚባል ላይ ምግብ አይነት ነው፤ እንግዲህ ምግብ ሲርበን ምክንያቱም ከምሳ እስከ እራት ብዙ ሰዓት ስለምንቆይ በዛን ጊዜ እንግዲህ ሊርበን ይችላል በመሃል የዛን ጊዜ የምንበላው የምግብ አይነት ነው። ስለዚህ በዛን ጊዜ እንግዲህ መክሰስ አለ ማክሰስ ማለት እንግዲህ የምግብ አይነት ነው። ስለዚህ ሲርበን የምንመገበው ወይም ደግሞ ለትንሽ ደቂቃ የምንባለው ወይም ደግሞ እስከምንጠግብ ሳይሆን ትንሽ ጊዜ በልተን ለመቆያ ያህል የምንጠቀምበት የመክሰስ አይነት ነው። ስለዚህ መክሰስ የምትወደው መክሰስ ምንድነው የሚል ጥያቄ ነው? የደረሰኝ እንግዲህ የምወደው ማክሰስ እንግዲህ ምን ሊሆን ይችላል ቢባል እንግዲህ ሳምቡሳ ሊሆን ይችላል። እንግዲህ ሳምቡሳ በመብላት መክሰስ አሳልፋለሁ እንግዲህ ሳምቡሳ በመንገድ ላይ ተጠብሰው የሚሸጡ ምግቦች አንዱ ነው። እንግዲህ በመንገድ ላይ ተሰብሰበው የሚሸጡ ብዙ ምግቦች አሉ ከእነዛም ውስጥ እንግዲህ አንዱ ሳምቡሳ ነው። እንግዲህ ሳምቡሳ በጣም ደስ የሚል ከየተለያዩ ፍርኖ ዱቄቶች ተቦክተው አንድ ላይ ተቦክተው ከዛ በኋላ ያ ዘይት ተደርጎበት ከውስጡ ላይ ምስር ይደረግበትና አንድ ላይ ይጠበሳል ከዛ በኋላ ያ ተጠብሶ ያንን እንግዲህ ሲበሰል የሚበላ የምግብ አይነት ነው ማለት ነው። እንግዲህ ያ ምግብ ቶሎ የሚደርስ እና ቶሎ ሊሰራ የሚችል የምግብ አይነት ስለሆነ እኔ ለመክሰስ የምመገበው እሱን ነው ማለት ነው። ከዛ በተጨማሪ እንግዲህ እርጥብ እመገባለሁ እርጥብ እንግዲህ ብዙ ጊዜ ከብዙ አይነት ድንች ይሰራል ድንች እንግዲህ በስሱ ይከተፍና በስሱ ታጥቦ በደንብ ታጥቦ በስሱ ይከተፋል። ከዛ በኋላ ያ የተከተፈው ድንች በቁሌት ይቆላላና ሌላ ቁሌት ይቆላላል ያ ቁሌት ላይ እና ዳቦ ላይ አንድ ላይ ይደረጋል ድንቹ ድንቹ ውስጥ ማለት ዳቦ ውስጥ አንድ ላይ ዳቦ ለሁለት ይከፈልና አንድ ላይ ድንቹና ቁሌቱ የተቁላላው አንድ ላይ ይደረጋል ማለት ነው። ያ ከተደረገ በኋላ ያንን ካደረገን በኋላ ከዛ በኋላ የተለያዩ ክሬሞችን አድርገን አንድ ላይ እንሰጣለን ማለት ነው። ከዛ እንሸጠዋለን ማለት ነው። ስለዚህ አንደኛውን ለመሸጥ ይጠቅማል ማለት ነው ያንን እንግዲህ ገዝቼ ከዛ ለመክሰስ እጠቀምበታለሁ ማለት ነው። ስለዚህ ያ ነገር ብዙም ውድ አይደለም ብዙም ብዙም ለሰው ግን ያጠግባል ያን ጊዜ ያንን በልቸእንግዲህ ለማክሰስ እውላለሁ ማለት ነው። ስለዚህ ማክሰስ እንግዲህ ብዙ ጥቅሞች አሉት። እነዛ ምንድን ናቸው? ሰዎች እንዳይርባቸው ሰዎች ብዙ ጊዜ እንዳይርባቸው ለማድረግ እንግዲህ ይጠቅማል ማለት ነው። ምክንያቱም ሰው ከተራበ ወደ በሽታ ስለሚሄድ ምክንያቱም ሰው ከተራበ ይደክማል ሰው ከተራበ ይታመማል ማለት ነው። ስለዚህ እንዳንታመም እንዳንራብ ሊያደርገን ስለሚችል ያንን እንግዲህ ለማክሰስ እመገባለሁ ማለት ነው። ከዛ በተጨማር እንግዲህ ማክሰስ ላይ ምን ትመገባለህ ብባል እንግዲህ የተለያዩ ዳቦዎችን እመገባለሁ ማለት ነው። እንግዲህ ዳቦ የተለያየ ፍርኖ ዱቄት ሊሆን ይችላል ወይም ደግሞ ከሰንዴ ሊሆን ይችላል ከተለያዩ ነገሮች ተቦክቶ ይጋገርና ከዛ ይሰረማታል አንድ ዳቦ እንግዲህ በመብላት እንግዲህ የተለያዩ ጊዜዎችን በማሳለፍ እቆያለሁ ማለት ነው። ምክንያቱም መክሰስ እንግዲህ ጊዜ ማሳለፊያ ነው ጊዜ ማሳለፊያ ስለሆነ ጊዜውን ለማሳለፍ እንግዲህ ትንሽ ጊዜ ለመቆየት ያንን እንግዲህ በልቼ እቆያለሁ ማለት ነው። ስለዚህ እራት ስለምንበላ እራት እንግዲህ እሱ አራት ሰዓት ስለምበላ አራት ሰዓት ስለሆነ አራት ሰዓት ድረስ መቆየት ሊርበኝ ስለሚችል ያንን ምግብ እንግዲህ እየበላሁ እጠብቃለሁ ማለት ነው ስለዚህ የተለያዩ ምግቦዎችን የተለያዩ መጠጦችን ለመክሰስ እንመገባለን ማለት ነው። ከነዛም ውስጥ እንግዲህ እርጥብ ልንመገብ እንችላለን። የተለያዩ ድንችዎች በዳጣ ልንመገብ እንችላለን እንግዲህ ድንች በዳጣ የምመገበው መጀመሪያ ድንቹ ይቀቀልና ከዛ ተልጦ አንድ ላይ ይከተፍና ከሁለት ከሁለት ይገመስና ከዛ በኋላ ያንን እንግዲህ ተይዞ ለ ያ ተይዞ እንግዲህ ከዳጣ ጋር ይቀላቀልና በዳጣ እያደረግን መብላት ነው ማለት ነው። ስለዚህ ስኳር ድንችም እንደዛው ይደረጋል እና የምግብ የመንገድ ምግቦች ይባላሉ ማለት ነው። ስለዚህ እነዚህን በመግዛት መክሰሰን እበላለሁ ማለት ነው። ስለዚህ የምትወደውን መክሰስ ምንድነው? የሚባል እንግዲህ አንደኛ እርጥበን እወዳለሁ እርጥብ በጣም የሚጣፍጥና ደስ የሚል የምግብ አይነት ነው ማለት ነው። ስለዚህ እርጥብን እወዳለሁ ከዛ በተጨማሪ እንግዲህ ሳምቡሳ እወዳለሁ ሳምቡሳ እንግዲህ በብዛት የምመገበው የመክሰሳ አይነት ነው። ከዛ በተጨማሪ እንግዲህ ምንም እመግባለሁ ቢባል እንግዲህ ድንችም እመግባለሁ ድንች እንግዲህ በጣም ደስ የሚል ነው በጣም በብዙ ሰዎች ዘንድ የተወዳጅነት ያለው የምግብ አይነት ነው። ምክንያቱም ዳጣ ጋር ስለሆነ አዳጣው ስለሚያጋጥለን ብዙ የመብላት እድል አለን ማለት ነው። ስለዚህ ያንን በደንብ በልተን እንሄዳለን ማለት ነው። ስለዚህ መክሰስን በዛ እናሳልፋለን ማለት ነው። ስለዚህ የምትወደው መክሰስ ምንድነው? ለሚለው ጥያቄ እኔ የምወደው መክሰስ እነዚህን የመሳሰሉ ናቸው። ከምሳ በኋላ ከእራት በፊት እንግዲህ እንዳይርበን እንበላቸዋለን ማለት ነው። ስለዚህ እነዚህን መብላታችን የሚጠቅመን ለምንድነው ቢባል እና እዚህንም የምንበለው እንዳይርበን እንዳንታመም

እሺ እንግዲህ በገበያ ዋጋ መደራደር እችላለሁ የሚል ጥያቄ ነው የደረሰኝ እንግዲህ በገበያ ዋጋ መደራደር አውት እችላለሁ ምክንያቱም እንግዲህ የተለያዩ ልብሶችን እስከዛ የተለያዩ ጫማዎችን እስከዛ የተለያዩ በግም ሆነ ፍየል እንስሳትም ሆነ እጽዋትን እንግዲህ ስገዛ በገበያ ላይ እንግዲህ መደራደር ይኖርብና እንግዲህ ስንደራደር ተርፋማ እንሆናን እንግዲህ መደራደር ይኖርብናል ምክንያቱም እንግዲህ ካልተረዳደርን እነሱ ብዙ ወጪ አስወጡና አልናቶ ምክንያቱም ያለዋጋው ዋጋ እንድናወራ ስለምንችል እንግዲህ መደራደር ይኖርብናል ማለት ነው እንግዲህ በገበያው ያውቃት ይደረደራል ወይ የሚለው ጥያቄ መደናደር ትችላለህ ወይ የሚለው ጥያቄ አዎ በገበያ ዋጋ እደራደራለሁ የምደራደረው እንግዲህ ለምንድነው የሚባል የተለያዩ ቅናሾችን ለማግኘት የተለያዩ በተለየ በራሱ ዋጋ ወይም ደግሞ በእቃው በምታውቁት ዋጋ ለመግዛት እንግዲህ እንዲያስችለኝ ወይም ደግሞ የተለየ ትርፍ እንዳይጨምሩብኝ እኔ ላይ እንግዲህ እንደዛ ለማድረግ እከረክራለሁ ማለት ነው ስለዚህ ያንን ለማድረግ እከራከራለሁ እንግዲህ ስከራከር መጀመሪያ ምን አደርጋለሁ መጀመሪያ ይሄ ስንት ነው እላለሁ ይሄ ስንት ነው ስለው እሱ አንድ ሺህ ካለኝ እንግዲህ እኔ አንድ ሺህ እሱ አንድ ሺህ ካለኝ እኔ አምስት መቶ እላለሁ ማለት ነው ስለዚህ እኔ አምስት መቶ ስል ከዛ ወደ ነዋል እሄዳለሁ መቶ እጨምራለሁ እሱም ደግሞ መቶ ይቀንሳል ቀንስ ጨምር እየተባባልን አንድ ሺህ ያለውም በዋጋው ከዛ ሰባት መቶ ወይም ደግሞ ስምንት መቶ ልገዛው እችላለሁ ማለት ነው ስለዚህ እንደዛ አድርጌ ዋጋውን ለማስቀነስ ወይም ደግሞ ዋጋውን እንዲቀንስልኝ ለማድረግ እሞክራለሁ ማለት ነው ነገር ግን ያን ማላደር ከሆነ ዋጋውን የማላስቀንሰው ከሆነ ዋጋውን በዘው ዋጋ የምገዛ ከሆነ ግን እኔ እጎዳለሁ ማለት ነው ምክንያቱም ያላዋጋው ሊሸጥልኝ ስለሚችል ያላታራፉን ሊሸጥልኝ ስለሚችል ዋጋውን ማስቀነስ አለብኝ ማለት ነው ስለዚህ ያንን ነገር ለማስቀነስ ያንን ነገር ለመከራ ለማወቅ እንግዲህ መከራከር አለብኝ ማለት ነው ስለዚህ ስከራከረው እዘው ድርቅ ብሎ ከቃረ እንግዲህ ዋጋው ነው ማለት ነው ስለዚህ ወደ ሌላ ቦታ ሄጄ ሌላ ቦታ ላይ መጠየቅ ይኖርብኛል ማለት ነው ወይ ደግሞ ዋጋውን በስርዓት ማወቅ አለብኝ ወይ ደግሞ በደንብ መከራከር ይኖርብኛል ማለት ነው ስለዚህ ዋጋውን ለማወቅ መከራከር ይኖርብኛል ስለዚህ መከራከር ይጠቅማል ማለት ነው ምክንያቱም አንደኛ ገንዘብን ይቆጥባል ማለት ነው ስለዚህ ገንዘብን ለመቆጠብ መከራከር ግድ ነው ማለት ነው ስለዚህ ላለመሸወድ ላለመታለል በሰዎች ላይ ጊዜ ላለመጨበር ላለመጨበርበር እንጠቀምበታለን ማለት ነው ስለዚህ በገበያ ዋጋ ትደራደራለህ ወይ መደራደር ትችላለህ ወይ ለመጠያቀም መደራደር እችላለሁ ምክንያቱም እንግዲህ ከልጅነቴ ጀምሮ የተለያዩ ገበያዎችን ሳደርግ አደረኩኝ ለምሳሌ እኔ በግ ገዛልና እገዛለሁ ከዛ ያን በግ ዘገዝቼ እንግዲህ አደልብና አደልቤ እሸጣለሁ ማለት ነው ያን በግ እንግዲህ ስሸጥ ተከራክሬ ነው የምሸጠው ስገዛም እንግዲህ ተከራክሬ ነው የምገዛው ማለት ነው ስለዚህ ያንን እንግዲህ እንደዛ ሳደርግ ብዙ እውቀትን አገኝበታለሁ ብዙ ትርፈንም አገኝበታለሁ ማለት ነው ስለዚህ ሰዎች አውቀው ብር እንድጨምሩ ይችላሉ አውቃው ሊያታልሉ ይችላሉ ነገር ግን ያንን እንዳታልሉ ያንን እንዳትበረብሩ ለማድረግ መከራከር ይኖርብናል ወይም ደግሞ መደራደር ይኖርብናል ማለት ነው ስለዚህ በመደራደር ዋጋ ማስቀነስ ይቻላል ማለት ነው ስለዚህ በገበያ ዋጋ መደራደር ጥቅሞች አሉት ነገር ግን የራሱ ጉዳቶች ሊኖሩትም ይችላሉ ማለት ነው ስለዚህ ጉዳቶቹ ምንድን ናቸው ያለአግባቡ መደራደር ወይም ደግሞ ከዋጋ ውጪ መደራደር ጥቅም የለውም ማለት ነው ምክንያቱም ካለዋጋ ምንድደራደር ከሆነ ከለዋጋ የምን የምን የምን የምን ደራደር ከሆነ ልንጎዳ እንችላለን ማለት ነው ስለዚህ ማለት እሱን ልንጎዳ ስለምንችል በብዛትም መደራደር የለብንም ማለት በአግባቡ ሊሆን ይገባል ነገር ግን መደራደር ግዴታ ነው ስለዚህ በአግባቡ መደራደር ይጠበቅብናል ማለት ነው ስለዚህ በገበያ ዋጋ መደራደር ትችላለህ ወይ ለሚለው ጥያቄ አዎ በገበዋ ወጋ መደራደር እችላለሁ ምክንያቱም የተለያዩ ቅናሾችን ለማግኘት የተለያዩ መጨበርበሮችን ለማቆም ወይም ደግሞ እያጭበረበሩኝ ነው አይደለም የሚለውን ለማወቅ። ዋጋውን በስርዓት ለማወቅ እንግዲህ መደራደር ይኖርብኛል ማለቷ ስለዚህ ስንደራደር ዋጋቸው ይቀንሳል ዋጋቸው ሲቀንስ ደግሞ የኛ የመግዛት ቻንሳችን ይጨምራል ናት ነው ስለዚህ ያን እቃ ሳንገዛ ከምንሄድ ያን እቃ እየወደድነው እየ እየ እየ እየተመኘነው ሳንገዛው ከምንሄድ ይልቅ ተከራክረን ዋጋውን አስቀንሰን ገዝተነው ብንሄድ ተጠቃሚ እንሆናለን እና ስለዚህ መደራደር ያስፈልጋል ማለት ነው እንግዲህ ተደራድረን ዋጋውን ማስቀነስ ይኖርብናል ማለት ነው ስለዚህ በገበያ ዋጋ ላይ መደራደር ትችላለህ ወይ ለሚለው እንግዲህ ጥያቄው ገጽ ነው ያን እንግዲህ በመደራደር ማስቀነስ እችላለሁ አዎ በአስቀነጽ እችላለሁ ከድሮ ጀምሮ እንግዲህ ስከራከርና ስደራደር የነበረበት ሙያ ስለሆነ በዛ ረድፍ እንግዲህ መከራከርም ሆነ መወያየት መደራደር መከራከር እችላለሁ ማለት ነው ስለዚህ እደራደራለሁ።

እሺ ጥፍርህን ትቆርጣለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ ጥፍር መቁረጥ ማለት ምን ማለት ነው ጥፍር ማለት ምን ማለት ነው? ጥፍር መቁረጥ ምን ይጠቅማል የሚሉትን እንግዲህ ለማየት እንሞክራለን። እንግዲህ ጥፍርህን ትቆርጣለህ ወይ ለሚለው ጥያቄ አዎ ጥፍሬን እቆርጣለሁ። እንግዲህ ጥፍር ካደገ ሰውን ሊቧጭር ይችላል ሰውን ሊጎዳ ይችላል እኔንም ደግሞ ሊጎዳኝ ይችላል እንግዲህ እንዴት ነው እሚጎዳው? ሰውንስ እኔንስ እንዴት ነው እሚጎዳኝ እሚለውን ለማየት እንሞክራለን። እንግዲህ ጥፍር ሲያድግ እንግዲህ የተለያዩ ቆሻሻዎችን ያስቀምጣል ውስጡ ላይ የተለያዩ ቆሻሻዎችን ደግሞ ስታጠባቸው ላይወጡ ይችላሉ። ስለዚህ ምግብ በምመገብበት ጊዜ አብሮ አፌ ውስጥ ሊገባ ይችላል ማለት ነው። ስለዚህ ያ ቆሻሻ አፌ ውስጥ ሲገባ ወይም ደግሞ በምግብ አማካኝነት ወደ ሆዴ ውስጥ ሲገባ ሊያመኝ ይችላል። ያ ህመም እንግዲህ የተለያዩ በሽታዎችን ሊያመጣብኝ ይችላል። ከነዛም ውስጥ እንግዲህ ታይፎድ ሊያመጣብኝ ይችላል። የተለያዩ የሆድ ቁርጠትን የሆድ እመምን ሊያመጣብኝ ይችላል ማለት ነው። ስለዚህ የተበላሸን ምግብ ወይም ደግሞ በጥፍር አማካኝነት የመጣ ቆሻሻን አብሬ ስለበላሁት እንግዲህ ሊያመኝ ይችላል። ማለት ነው። ስለዚህ ያ ህመም እንግዲህ ብዙ ነገርን ሊያስወጣ ይችላል። ለምሳሌ እንግዲህ ታምሜ እንግዲህ ወደ ሆስፒታል እሔዳለው ያ ሆስፒታል እንግዲህ ገንዘብ ይጠይቀኛል ማለት ነው። እንግዲህ የተለያዩ መድሃኒቶችን ለማግኘት የተለያዩ መርፌዎችን ለመወጋት እንግዲህ ገንዘብ ማውጣት አይቀርም። እንግዲህ ገንዘብ ሳወጣ ደግሞ አንደኛው እንግዲህ ገንዘብ አውጣለሁ ማለት ነው። ስለዚህ ገንዘብ አወጣለሁ አንድ ሁለተኛ ደግሞ የተለያየ ህመሞች ያሰቃዩኛል ስቃዩን መቋቋም አልችልም። ስለዚህ የተለያዩ ህመሞች ይደርሱብኛል የተለያዩ ገንዘቦችን አወጣለሁ ማለት ነው። ስለዚህ በጥፍር ምክንያት ወይም ደግሞ በጥፍር ማሳደጌ ምክንያት የተለያዩ ቆሻሻዎች ይገቡብኛል የተለያዩ ቆሻሻዎች ሲገቡ ደግሞ ሆዴን ያመኛል ማለት ነው። ስለዚህ ሆዴን ሲያመኝ ደግሞ የተለያዩ ወጪዎችን አወጣለሁ። ስለዚህ እንደዚህ እንዳይፈጠር ጥፍሬን በመቁረጥ ንጹህ ጥፍር እንዲኖረኝ ማድረግ ይቻላል ማለት ነው። ከዛ በተጨማሪ እንግዲህ ጥፍሬን ሳሳድግ እንግዲህ ሌሎችን ልጎዳ እችላለሁ። እንዴት ነው እምጎዳቸው ቢባል ሌሎችን እንግዲህ ልቧጭራቸው እችላለሁ። ወይም ደግሞ ተኝቼ ሊሆን ይችላል ሳላስብ ልቧጭራቸው ወይም ደግሞ ልጎዳቸው ሳላስበው እችላለሁ ማለት ነው። ስለዚህ ጥፍሬ ካደገ ወይም ደግሞ ጥፍሬ ትልቅ እሚሆን ከሆነ ሌሎችን እንግዲህ ልጎዳቸው እችላለሁ። እንዴት እጎዳቸዋለሁ ብል ሌሎችን እንግዲህ ጥፍሬን በማሳደግ ወይም ደግሞ ጥፍሬን በማሳደግ እነሱን ልቧጭራቸው ስለምችል ላደማቸው ስለምችል ላቆስላቸው ስለሚችል እነሱን እጎዳቸዋለሁ ማለት ነው። ከዚህ አንፃር እንግዲህ ጥፍርን ማሳደግ አይጠቅምም ማለት ነው። ከዛ በተጨማሪ እንግዲህ ጥፍር ማሳደግ ጥፍርህን ትቆርጣለህ ወይ ለሚለው ጥያቄ አቆርጣለሁ። ምክንያቱም ጥፍር እንግዲህ ብዙ ጉዳቶች አሉት። ከዛ በተጨማሪ እንግዲህ ጥፍር ማሳደግም የራሱ የሆነ ጥቅሞች ሊኖሩት ይችላሉ። እንግዲህ ጥፍር ማሳደግ እንግዲህ የተለያዩ ነገሮችን ለመያዝ ወይም ደግሞ በጥፍር ለመቆንጠጥ የተለያዩ ነገሮችን ለማድረግ ሊጠቅም ይችላል። ነገር ግን በዘመናችን እንግዲህ ለውበት ይጠቀሙበታል እንግዲህ ጥፍርን ማሳደግ ለውበት የሚጠቀሙበት አንዱ መንገድ ነው። እንግዲህ ሰዎች እንግዲህ ጥፍራቸውን በማሳደግ የዘመናዊነት መገለጫ አድርገውታል ነገር ግን ይሄ ስህተት ነው። ምክንያቱም ጥፍር የባለጌነት መገለጫ አንጂ የዘመናዊነት ወይም ደግሞ የጥሩ ነገር መገለጫ ሊሆን አይችልም። ምክንያቱም ጥፍር ያለው ሰይጣን ነው። ሰይጣን እንግዲህ በጥፍሩ ይገለጻል። እንግዲህ ጥፍር እንግዲህ የሰይጣን ነው። ስለዚህ ሰይጣን ጥፍር ካለው ሌሎችም ደግሞ ጥፍራቸውን የሚያሳድጉ ከሆነ ሰይጣን መሰሉ እንጂ ጥሩ ሰው ሊሆኑ አይችሉም ማለት ነው። ስለዚህ እንደ ፈጣሪያችን የሱ ጥፈር ንጹህ እንደሆኑ የሱ ጥፍርም እንደተቆረጡ የኛም ጥፍር ልንቆርጣቸው ይገባል ማለት ነው። ስለዚህ ጥፍርን ተቆርጠን በንጹህ እጃችን ልንመገብ ይገባል ማለት ነው። ምክንያቱም ቆሻሻ ገብቶ ወደ ሆዳችን እንዳያመን ስለዚህ የተለያዩ ሰዎችን እንዳንጎዳ እና የተለያየ ነገር እንዳይገጥመን ጥፍራችንን በአግባቡ ቆርጠን በአግባቡ መንከባከብ ያስፈልጋል ማለት ነው። ስለዚህ ጥፍርህን ትቆርጣለህ ወይ ለሚለው ጥያቄ? አዎ ጥፍሬን እቆርጣለሁ። ጥፍሬን የምቆርጠውም የተለያዩን ጥቅሞችን ስለማገኝበት ነው ማለት ነው። ስለዚህ እነዛን ጥቅሞች ለማግኘት እነዛን ሁኔታዎችን ለማድረግ ጥፍሬን እንግዲህ በአግባቡ ቆርጬ በአግባቡ ታጥቤ እጆቼን በሳሙናና በውሃ ታጥቤ በደምብ ምግቤን እመገባለሁ ማለት ነው። እንግዲህ በውሃና በሳሙና ካልታጠብኩኝ የተለያዩ በሽታዎች ሊይዙኝ ስለሚችሉ ማለት ነው። ስለዚህ ጥፍርህን ትቆርጣለህ ወይ ለሚለው ጥያቄ? አዎ እቆርጣለሁ። ነገር ግን የማይቆርጡ ሰዎች አሉ እነዛ ሰዎችም ቢቆርጡ ይሻላቸዋል ምክንያቱም እነዛ ሰዎች የማይቆርጡ ከሆነ አንደኛ ሊያማቸው ይችላል። ሁለተኛ ደግሞ ሰውን ሊጎዱ ይችላሉ። ሶስተኛ ደግሞ በሰዎች ዘንድ አይወደዱም ማለት ነው። ምክንያቱም ጥፍር የባለጌነት መገለጫ ነው። ጥፍር እንግዲህ የሰይጣን መገለጫ ነው ማለት ነው። ስለዚህ በሰዎች ዘንድ ከበሬታን አያገኘም ወይም ደግሞ ይጠላሉ ማለት ነው። ስለዚህ ጥፍርህን ትቆርጣለህ ወይ ለሚለው ጥያቄ? አዎ ጥፍሬን እቆርጣለሁ። ምክንያቱም እኔ ራሴን የማስከብር ሰው ስለሆንኩኝ ምክንያቱም እኔ ንጽህናዬን ስለምጠብቅ ምክንያቱም እኔ ራሴን ስለምጠብቅ እንግዲህ ጥፍሬን በስርዓት ተቆርጬ እውላለሁ ማለት ነው

ኢሽ እንግዲህ በእጅ የሚሰራ ስራ ታደርጋለህ የሚል ጥያቄ ደርሶኛል። እንግዲህ በእጅ የሚሰሩ ስራዎች ብዙ ናቸው በእጅ የሚሰሩ ስራዎች እንግዲህ ብዙ ሙያዎች አሉ እና እነዛ ሙያዎች እንግዲህ አንዱ ምንድነው? የጣውላ ስራ አለ የጣውል ስራ እንግዲህ በብዛት የምሰራው ስራ ነው። ያ ስራ እንግዲህ የተለያዩ ቅርጾችን ጣውላዎች ላይ በማሳረፍ የተለያዩ የመጀመሪያ እንግዲህ ዋንዛ ዛፎችን እንቆርጣለን ዋንዛ ዛፎችን ቆርጠን በተለየ ማሽን እንግዲህ ያንን እንፈልጠውና የተለያዩ ጣውላዎችን እየፈቀፈቀን እየፈቀፈቀን እዛ ውስጥ የተለያዩ ጣውላችን እናወጣለን ማለት ነው። ያን ጣውላ ካወጣን በኋላ በመጋዝ ሰንጥ ቀን ያን ዛፍ በመጋዝ ሰንጥ ቀን ያን ጣውላ ከወጣን በኋላ እንግዲህ ያን ጣውላ በመውሰድ የተለያዩ ጠርጴዛዎችን የተለያዩ ወንበሮችን ቅርጽ እያስያዝን ቅርጽ እያወጣን እንግዲህ በእጃችን የፈቀፈቀን እየሞረድን እንግዲህ እነዛን ጣውላዎች እንግዲህ በስርዓት ፈቅፍቀንን በስርዓት እያዋቃርን እንግዲህ የተለያዩ ቅርጾችን እየያዝን የተለያዩ ወንበሮችን የተለያዩ አልጋዎችን የተለያዩ ዲዛይኖችን እየሰጠን እንግዲህ የተለያዩ ቡፌዎችን እየሰራን እንግዲህ መደርደሪያዎችን እናደርጋለን ማለት ነው። ከዛ በተጨማሪ እንግዲህ እነዛ ምንድነው ጥቅማቸው ብንል እንግዲህ የተለያዩ ብፌዎችን የተለያዩ መደርደሪያዎችን በእጃችን የሰራናቸው እቃዎች ምንድነው ጥቅማቸው ቢባል እንግዲህ እነዛ እንግዲህ አንደኛ የቤት እቃ ናቸው የቤት እቃ ለአልጋ ከሰራን ለመተኛነት ለመተኛነት ያስፈልጋል እንግዲህ አልጋ በየሰው ቤቱ ያስፈልጋል። ሰዎች እንግዲህ ይተኛሉ ስለዚህ ያን አልጋ ወስደው ሊተኙበት ይችላሉ። ከዛ ወንበሮችን እሰራለሁ ወንበሮች እንግዲህ በእጅ ነው የሚሰሩት እነዛን እንግዲህ ወንበሮች ወስደን እንግዲህ በተለያየም መልኩ ልንቀመጥባቸው እንችላለን ወይም ደግሞ ሶፋዎችን ልንሰራ እንችላለን ማለት ነው። ስለዚህ እነዛ ብዙ ጥቅም አላቸው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ መደርደሪያዎችን እንሰራለን የተለያዩ እቃዎችን ለማስቀመጥ የተለያዩ ልብሶችን ለማስቀመጥ የተለያዩ ቁም ሳጥኖችን እንሰራለን ማለት ነው። እንግዲህ እነዛን በመስራት እነዛን በመተግበር እንግዲህ ብዙ ጥቅሞችን ልናገኝ የምንችልባቸው መንገዶች ናቸው ማለት ነው። እንግዲህ የተለያዩ ተግባሮችን የተለያዩ ሁኔታዎችን ስንሰራ እንግዲህ ብዙ ጥቅሞችን ልናገኝ እንችላለን እነዛ ጥቅሞች እንግዲህ ምንድን ናቸው? የሚባል እንግዲህ የተለያዩ ሁኔታዎችን በመተግበር እንግዲህ ብዙ ጥቅሞችን እናገኝ ይችላል እነዛም ምንድን ናቸው? ቢባል እንግዲህ የተለያዩ የተለያዩ በእጅ የሚሰሩ ስራ ታደርጋለህ? ወይ ለሚለው እንግዲህ አዎ የተለያየ ምግብ እሰራለሁ እንግዲህ ሳህኖችን አጥባለሁ ምግቦችንም እሰራለሁ እንግዲህ የተለያየ ምግብ ስሰራ በእጄ ነው የምሰራው እንግዲህ የተለያዩ ሽሮ ሊሆን ይችላል ወይም ደግሞ ጎመን ሊሆን ይችላል እንግዲህ መጀመሪያ ሽንኩርቶን እከትፋለሁ በጄ ሽንኩርቱን ከተከተፍኩት በኋላ አቁላላለው አቁላልቼ ዘይትም ሽንኩርትም እጨምራለሁ ከዛ በኋላ ያንን እቁላለሁ በርበሬ እጨምራለሁ ከዛ በኋላ ደግሞ ሽሮውንም እጨምራለሁ ማለት ነው ከዛ ያንን እንግዲህ በእጄ ነው የምሰራው ማለት ነው። ስለዚህ በእጄ የምንሰራ ስራ እወዳለሁ በጣም እወዳለሁ ያን ጊዜ እንግዲህ የተማርኩት ከማዘር ነው ከእናቴ ተምሬዋለሁ ያንን ነገር እንግዲህ ያንን ነገር ሳደርግ ብዙ ጥቅሞችን አግኝበታለሁ ምክንያቱም አንደኛ ሙያ አግኝበታለሁ ሙያ እንግዲህ በጣም በጣም ጠቃሚ ነገር ነው። ምክንያቱም ለወደፊት ለህይወቴ ሊጠቅመኝ ይችላል ምክንያቱም አሁን ሼፍ የሚባሉ ወይም ደግሞ ወጥ አብሳይ የሚባሉ ባለሙያዎች አሉ እነሱን እንግዲህ ልተካ እችላለሁ ማለት ነው። ምክንያቱም እነሱ ወጥ በማብሰል ነው የሚተዳደሩት ወጥ እያበሰሉ ይታዳደራሉ ማለት ነው ስለዚህ እንደ እነሱ ልሆን እችላለሁ ማለት ነው። አንድ የሙያ ዘርፍ ስለሆነ ከዛ በተጨማሪ እንግዲህ ምን አደርጋለሁ የእጅ የእጅ የሚሰራ ስራ ታደርጋለህ? ወይ ለሚለው ጥያቄው አዎ አደርጋለው ቅርጻ ቅርጾችን መስራት እወዳለሁ። እንግዲህ የተለያዩ ቅርጻ ቅርጾችን የተለያዩ ሃውልቶችን የተለያዩ ግንቦችን መገንባት እወዳለሁ የተለያዩ ቤቶችን ስሰራ እንግዲህ በእጄ ነው የምሰራው የተለያዩ ሸክላዎችን በመደርደር የተለያዩ ስሚንቶችን በማቡካት ከዛ በኋላ እነዛን በማቀላቀል እንግዲህ የተለያዩ ቅርጾችን እና የተለያዩ ዲዛይኖችን የሆኑ ቤቶችን እንግዲህ መስራት እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ ምን ትሰራለህ ቢባል? እንግዲህ የተለያዩ አበባዎችን መቅረጽ ደስ ይለኛል እንግዲህ አባዎችም መንከባከብ ደስ የሚል ስራ ነው መኮትኮት ደስ ይላል እነዛን ኮትኩቼ የተለያዩ አዘርእትን እተክላለው እነዛን ኮትኩቼ እንግዲህ የተለያዩ አበቦችን አተክላለሁ ማለት ነው። ስለዚህ በእጅ የሚሰራ ስራ በጣም ደስ የሚል ስራ ነው። ነገር ግን ሊከብድ ይችላል ሊደብር ሊዳብር ይችላል ግን በእጅ የሚሰራ ስራ በጣም ደስ የሚል ለገበያም አዋጭ የሆነ ስራ ነው። ስለዚህ ያን ስራ ሁሉም ሰው ቢሰራው ያን ስራ ሁሉም ሰው ቢያደርገው እንግዲህ ውጤታማ ሊሆንበት የሚችል ስራ ነው ማለት ነው። ስለዚህ የሰው ልጅ በዚህ አለም ሲኖር በእጁ ለፍቶ ጥሮ እንዲሰራ ተደርጎ ነውና ስለዚህ እጅ የተሰራው እንድንሰራበት እንድንጠቀምበት ነው እና በእጃችን ብንሰራበት በእጃችን ብንጠቀምበት በእጃችን ብንገለገልበት የተሻለ ገቢን የተሻለ እውቀትን የተሻለ ጥበብን ልንማርበት የምንችልበት አንዱ ነው ማለት ነው። ስለዚህ ከዚህ በተጨማሪ ስዕልን መስራት እወዳለሁ በእጅ የሚሰራ ስራ ስዕል አለ ስዕሎችን ቀለም በማድባለቅ የተለያዩ ስዕሎችን ሸራ ላይ በማሳል እንግዲህ የተለያዩ ገቢዎችን ማግኘት እችላለሁ ማለት ነው። ስለዚህ በእጄ የሚሰራ ስራ ትወዳለህ ወይም ታደርጋለህ ወይ ለሚለው? አዎ አደርጋለሁ

እሺ እንግዲህ ወደ ስራ ምን ልብስ ለብሰህ ትሄዳለህ የሚል ጥያቄ ነው የደረሰኝ ወደ ስራ ምን ልብስ ትለብሳለህ ስትሄድ የሚል ጥያቄ አለ? እንግዲህ ልብስ እንግዲህ ለምን ያስፈልጋል ብንል እንግዲህ ልብስ ማለት እንግዲህ የሰው ልጅ እንግዲህ ልብስን ሳይለብስ መራመድ አይችልም ልብስ እንግዲህ ለሰዎች ልጆች እርቃን መሸፈኛ የተሰራ እንግዲህ የልብስ አይነት ነው። ስለዚህ ሰዎች ልብስ መልበስ አለባቸው ስለው ሰዎች እንግዲህ ራቁታቸውን መሆን የለባቸውም። በአሁኑ ዘመን ግን ነገር ግን በአሁኑ ዘመን የተለያዩ ሰዎች እንግዲህ በፓንት ብቻ ወይም ደግሞ በጡት ማሳያዣ ብቻ መድረክ ላይ ወይም ደግሞ አደባባይ ላይ ይወጣሉ ነገር ግን ይህ ስህተት ነው። ምክንያቱም የሰው ገላ ክቡር ነው የሰው አካል እንግዲህ ክቡር ነው። ስለዚህ የሰውን አካል በግላጭ ማየት የለብንም የኛንም ደግሞ በግላጭ ማሳየት የለብንም ማለት ነው። ስለዚህ የሰው ልጅ ክቡር ስለሆነ የሰው ልጅ ክቡር ስለሆነ የሰውን ገላ ክቡር ስለሆነ ሊሸፈን ይገባዋል ማለት ነው። ስለዚህ ልብስ ልብሶች የሚያስፈልጉት የሰውን ገላ ለመሸፈን የሰውን አካል እርቃኑን ለመሸፈን ያስፈልጋሉ ማለት ነው። ስለዚህ የሰው ልጅ ወደ ስራ ምን ለብሶ ልሄድ ያስፈልጋል የሚለው ጥያቄ ስናይ እንግዲህ የሰው ልጅ እንግዲህ የተለያዩ ልብሶችን ለብሶ ሊሰራ ይችላል። ነገር ግን እንደ ድርጅቱ ሊለያይ ይችላል አሁን ለምሳሌ ባንክ ቤት የሚሰራ ሰው ካለ እንግዲህ ባንክ ቤት የሚሰራ ሰው የተለያዩ ልብሶችን እንደ ሌሎቹ ለብሶ መስራት አይችልም። ምክንያቱም በስርዓት የተጠየቀ ልብስ አለ ምክንያቱም እዛ ላይ የተጠየቀው ልብስ ሱፍ ነው። ሱፍ ልብስ እንግዲህ በ በሀገራችንም ብሎም በውጭ ሀገሮች ዘንድ በብዛት የሚለበስ ልብስ ነው እንግዲህ ይሄ ልብስ እንግዲህ በባንክ ቤቶች ዘንድ የሚለበስ ልብስ ነው ማለት ነው። እንግዲህ ወንዶች ሱፍ ሱሪ እና ጃኬቱን ከዛም ሸሚዝ ይለብሳሉ ከነከረባቱ ማለት ነው። ስለዚህ ያንን ለብሰው ሊሰሩ ይገባል ማለት ነው እንግዲህ ስራ ሲሄዱ ያንን ሱፍ ለብሰው ሊሄዱ ይገባል ማለት ነው። ከዛ በተጨማሪ እንግዲህ በተለያዩ ስራዎች የተለያዩ ልብሶች ሊኖሩ ይችላሉ ነገር ግን በብዛት እንግዲህ የተለያዩ ልብሶች ላይ ማንኛውም ልብስ ብቻ ንጹህ የሆነ ለሰው ሊማርክ የሚችል እንግዲህ ንጽህናችንን እንዲጠብቅልን የሚችል ልብስ ለብሰን ብንሄድ አሪፍ ነው። ብዬ አስባለሁ ነገር ግን በሌላ ስራ ቦታ ውጪ እንግዲህ በብዛት የሱፍ ልብስ ነው የሚጠየቅ ከዛ በተጨማሪ ግን ማንኛውም ልብስ ለብሰን ብንሄድ ይቻላል ማለት ነው። ምክንያቱም ልብስ እንግዲህ የሰው ልጅ ሊገድበው አይችልም የሰው ልጅ ሊገድበው ሚችለው እውቀቱ ነው። እውቀቱን ደግሞ በጥያቄም ሆነ በተለያዩ ነገሮች መፈተን ይቻላል ነገር ግን በልብስ የሰው ልጅ ሊፈተን አይቀበልም ምክንያቱም የሰው ልጅ ህይወት ወጣ ገባ ነው። ምክንያቱም አንድ ጊዜ ያገኛል አንድ ጊዜ ይዳሃያል ስለዚህ የሰው ልጅ በማያገኝበት ጊዜ ጥሩ ሊለብስ ይችላል በማያገኝበት ጊዜ ነገር ግን መጥፎ ወይም ደግሞ ቆሻሻ ልብስ ሊለብስ ይችላል ነገር ግን አዳፋ ወይም ደግሞ ያረጀ ልብስ ሊለብስ ይችላል። ነገር ግን ያን ልብስ አጥቦ የሚለብስ ከሆነ ስራ ላይ ልከተል ይገባል ምክንያቱም ስለሌለው ነው። ስለዚህ ደሞዝ ሲያገኝ ሊለብስ ይችላል ጥሩ ልብስ ሊለብስ ይችላል እስከዛ ግን ባለው ልብስ ቆይቶ ደሞዝ እስከሚከፈለው ወይም ደግሞ ደሞዙን እስከሚያገኝ ባለብሶ ባለው ልብስ እያጣበ ያን ልብስ እያጣበ ሰርቶ ቢለብስና ከዛ በኋላ ስራ ቢቀጠር አሪፍ ነው። ብዬ አስባለሁ ከዛ ከዛ በተጨማሪ እንግዲህ የሰው ልጅ እንግዲህ ቁምጣ ለብሶ ስራ ቦታ መሄድ የለበትም ምክንያቱም ግማሽ የሰውነት ክፍሉ ስለሚታይ ወይም ደግሞ ሌላ ሀሳብ ስለሚያስነሳ የሰው ልጅ ቁምጣ ለብሶ ወይም ደግሞ አጫጭር ጉርድ ለብሶ ሴቶችን ሆነ ወንዶች ቁምጣ ለብሰው ባይሰሩ አሪፍ ነው ብዬ አስባለሁ። ምክንያቱም የሰው ልጅ እንግዲህ ግማሽ ሰውነቱን ተራቅቶ ግማሽ ሰውነቱን ለብሶ ባይሰራ መልካም ነው ብዬ አለስባለሁ አሁን ሴቶች ለምሳሌ አጫጭር ጉርዶችን ሊለብሱ ይችላሉ ነገር ግን ያ ልብሳቸው ጥሩ አይደለም ብዬ አስባለሁ ምክንያቱም ያን ልብስ ሲለብሱ ሊሸማቀቁ ይችላሉ ምክንያቱም ተገደው ሊሆን ይችላል ሚለብሱት ያን ልብስ ሲለብሱ እንግዲህ ተሽማቀው ሊሆን ይችላል ሚለብሱት ቁጭ ሲሉ ይሽማቀቃሉ አይመቻቸውም ስለዚህ የሚመች ለስራው የሚመች ለስራው ተስማሚ የሆነ ልብስ ቢለብሱ መልካም ነው ብዬ አስባለሁ። ስለዚህ ወደ ስራ ምን ለብሰህ ትሄዳለህ? ለሚለው ጥያቄ እኔ ወደ ስራ ስሄድ እንግዲህ ባንክ ቤት ስለሆነ ምሰራ ወደ ስራ ስሄድ ሱፍ ነው ለብሸ የሚሄደው ነገር ግን ሴቶች አጫጭር ጉርድና ኮት ለብሰው ይመጣሉ። ስለዚህ አጫጭር ጎርዱ በረጅም ቀሚስ ቢቀየር መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እንደ እንደ ስራ ቦታው ይለያያል። ተማሪዎች አስተማሪዎች ከሆኑ ጋውን ለብሰው ይሄዳሉ ዶክተሮችም ከሆነ ነጭ ጋውን ለብሰው ይሄዳሉ ስለዚህ እንደየ ስራ ቦታው ሊለያይ ይችላል። ነገር ግን የተጠየቅነውን ልብስ ለብሰን መሄድ ያስፈልጋል ማለት ነው። ስለዚህ ወደ ስራ ምን ለብሰህ ትሄዳለህ? በሚለው ጥያቄ ብዙ ልብስ ቢኖርም የተቀመጠልንን ልብስ ለብሰን ልንሄድ ያስፈልጋል ማለት ነው። ስለዚህ በድርጅቱ የተመደበውን

አሽ እንግዲህ አትክልት ስራ ታደርጋለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ የአትክልት ስራን አደርጋለሁ። ያትክልት ስራ ምንድነው ጥቅሞ እንዴት ነው የሚሰራው የሚለውን እንግዲህ በዚሁ አብራርተን ለማየት እንሞክራለን። እንግዲህ አትክልቶች ብዙ ጊዜ ጥቅም አላቸው እነዛ ጥቅሞቻቸው ምንድን ናቸው? ቢባል እንግዲህ አትክልቶች ትልልቅ ዛፎች ከሆኑ እንግዲህ ለጥላነት ያገለግላሉ ለጥላነት የሚያገለግሉ ዛፎች ናቸው እንግዲህ አትከቶች እነዛ እንግዲህ ሲያድጉ ዛፎች ይሆናሉ ማለት ነው። እንግዲህ እነዛን በአግባቡ እየከረከምን በአግባቡ እየቆረጠን በአግባቡ እያስተካከልን የምናሳድጋቸው ከሆነ አንደኛ ለውበት ይጠቅማሉ። እንግዲህ እግቢያችን ውብ እንዲሆን እግቢያችን ማራኪ እንዲሆን ግቢያችን ሳቢ እንዲሆን አትክልቶችን በአግባቡ መንከባከብ አትክልቶችን በአግባቡ መጠቀም መጠበቅ ያስፈልጋል። ስለዚህ ፍሬ ካላቸው ፍሬያቸውን ልንመገባቸው የምንችላቸው አትክልቶች ሊሆን ይችላሉ እንግዲህ ለምሳሌ እንደ ቲማቲም ሊሆን ይችላል ወይም ደግሞ እንደ ጎመን ሊሆን ይችላል ወይም ደግሞ እንደ ካሮት እንደ ድንች የተለያዩ አትክልቶች ሊኖሩ ይችላሉ። እነዛን እንግዲህ በአግባቡ ሰብስበን በአግባቡ አጠራቅመን እንግዲህ በስርዓት ልንኮተኩታቸው በስርዓት ልናስተካክላቸው ወይም ደግሞ ልንንከባከባቸው ይገባል ማለት ነው። ከዛ በተጨማሪ እንግዲህ እነዚህ አትክልቶች ምን ይጠቅሙናል ብንል አንደኛ ለምግብ እና ይጠቅሙናል እንግዲህ እነዚህ አትክልቶች የተለያዩ አትክልቶች አሉ ቆስጣ አለ ጎመን አለ ሰላጣ አለ እነዚህ እንግዲህ ለምግብነት ይውላሉ ማለት ነው። እንግዲህ እነዚህን ተንከባክበን ካሳደግናቸው በኋላ ፍሬ ሲይዙልን እነዚህን እንግዲህ ቆርጠን ወስደን አትክልቱን እንግዲህ በማዘጋጀት እንግዲህ የተለያዩ ጨውና የተለያዩ በመስራት እንግዲህ ደና አድርገን በመስራት ወይም ደግሞ ባለሙያ በማሰራት እንግዲህ ለመግብነት ልንጠቀምባቸው እንችላለን ማለት ነው። እንግዲህ አንደኛ ጥቅማቸው ምንድነው? የአትክልቶች ቢባል እነዚህን አትከልቶች እንግዲህ ለምግብነት እንጠቀምባቸዋለን ከዛ በተጨማሪ እንግዲህ እነዚህን አትክልቶች ለምን እንጠቀምባቸዋለን? ቢባል እንግዲህ እነዚህ አትክልቶች ለመሸጥ እንጠቀምባቸዋለን እንግዲህ ጓሮአችሁ ላይ ያሉ አትክልቶችን ቆፈረን አወጥተን ወይም ደግሞ ቆርጠን ወስደን ለተለያዩ ገበያዎች ላይ ወይም ደግሞ የተለያዩ ገበያዎች ላይ ወስደን እንግዲህ ልንሸጣቸው እንችላለን። እንግዲህ እና እዚህን በምንሸጥበት ጊዜ የተለያዩ ገቢ ምንጮችን የተለያዩ ብሮችንና ገንዘቦችን ማግኜት እንችላለን ማለት ነው። ስለዚህ የተለያዩ አትክልቶችን በመንከባከብ የተለያዩ አትክልቶችን በማሳደግ እና በማንከባከብ የተለያዩ የገቢ ምንጮችን ማግኘት እንችላለን ማለት ነው። ስለዚህ አትክልቶችን ብንከባከባቸውና ብንጠብቃቸው ጥሩ ነው ማለት ነው። ለኛ ከእኛም አልፎ እንግዲህ ለቤተሰቦቻችን ሊጠቅሙ ሊጠቅሙ ይችላሉ ከዛ በኋላ ከዛም አልፎ ለማህበረሰባችን እንግዲህ ሊጠቅሙ ይችላሉ። አንደኛ እነሱን ገዝተው ይመገባሉ ከዛም አልፎ ደግሞ በጣም ሰፊ አድርገን ከዘራንና ከአመረትን ከተንከባከብን ለሁላችንም የሚበቃ ማምረት እንችላለን ከዛ በተጨማሪ እንግዲህ ለሌሎችም ለሌሎችም የስራ እድል መፍጠር እንችላለን ማለት ነው። ስለዚህ አንደኛ እንግዲህ ጥቅማቸውን ለምግብነት ይጠቅሙናል ሁለተኛ እንግዲህ ለገቢ ምንጭነት ይጠቅሙናል ብሎም ደግሞ ለሀገራችን ወይም ደግሞ ለሰፈራችን እንግዲህ ለገቢ ምንጭነት ወይም ደግሞ ለስራ እድልነት ይጠቅሙናል ማለት ነው። እንግዲህ የስራ እድል ለወጣቶችም ሆነ ለሌሎች እንግዲህ የስራ እድል መፍጠር እንችላለን ማለት ነው። ስለዚህ አትክልቶችም አትክልቶችን መስራቱ የአትክልት ስራ ታደርጋለህ ወይ ለሚለው ጥያቄ አዎ አደርጋለሁ። እንግዲህ እነዚህም ጥቅማቸውን አይተናል መለት ነው እንግዲህ እነዚህን አትክልቶች ስንከባከብ እንግዲህ አንደኛ ውበት ሊኖራቸው ይችላል ውበታቸው እንግዲህ ሰውን ይማርካል ደስ የሚሉ ናቸው። ስለዚህ ሽታቸው ደስ ይላል በጣም ጠረናቸው በጣም ደስ ይላል ስለዚህ አንደኛ ሽታቸው ለአእምሮአችን ደስታ ይሆናል። እዛ ጋር ቁጭ ብለን መፀሃፍ ብናነብ የተለያዩ ስራዎችን ብንሰራ እዛ ጋር ቁጭ ብለን ራሱ በጣም ደስ የሚል ሸታ አለሁ ማለት ነው። ከዛ በተጨማሪ እንግዲህ ዛፎች ሲያድጉ ደግሞ አትክልቶች ሲያድጉ ዛፍ ይሆናሉ ዛፎች ሲሆኑ እንግዲህ የተለያዩ ፍራፍሬዎችን ሊያመርቱልን ይችላሉ ማንጎዎች ሊሆኑ ይችላሉ። ከዛ በተጨማሪ ብርቱካኖች ደግሞ ሎሚዎች ሊሆኑ ይችላሉ እንግዲህ እነዛ እንግዲህ አንደኛ በጥላቸው እንጠቀምባቸዋለን ዛፍ ስራቸው ጥላ ስር ቁጭ ብለን እንግዲህ ተለያዩ መጽሐፍትን ልናነብ እንችላለን እንግዲህ ጥላቸውን እንደ ጥሩ ነገር እንጠቀመዋለን ማለት ነው። ከዛ በተጨማሪ እንግዲህ ፍራፍሬዎቻቸውን ደግሞ እንመገባቸዋለን ማለት ነው። ስለዚህ እንደዛ በማድረግ እንግዲህ የተለያዩ ጥቅሞችን የምናገኝበት የአትክልት ስራ ነው ማለት ነው። ስለዚህ የአትክልት ስራ ታደርጋለህ ወይ ለሚለው ጥያቄ? አዎ የአትክልት ስራ አደርጋለሁ። ምክንያቱም እንግዲህ የአትክልት ስራን ሳደርግ እንግዲህ ብዙ ጥቅሞችን አገኛለሁ ከነዛ ጥቅሞች መካከል አንዱ ምንድነው? ውበትን አገኛለሁ እንግዲህ ግቢ ማራቂ እንዲሆን ግቢ ሳቢ እንዲሆን በግቢ እንግዲህ ውብ እንዲሆን ያደርግልኛል። ሁለተኛ ደግሞ የገቢ ምንጭ ይሆናል እንግዲህ የተለያዩ አትክልቶችን በመሸጥ የተለያዩ አትክልቶችን በመንከባከብና አሳድጎ በመሸጥ እንግዲህ የተለያዩ ገንዘቦችን መስራት እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ አትክልቶችን በማሳደግ እና በማንከባከቤ ምን እጠቀማለሁ ቢባል እንግዲህ የአእምሮ ደስታን አገኛለሁ ማለት ነው። እንግዲህ እነዛ ውስጥ ቁጭ ብዬ ስተነፍስ ኦክስጅን ሳገኝ እንግዲህ ደስ የሚል የአየር ሁኔታ ይኖረዋል ማለት ነው

እሺ ምን ያህል ጊዜ ወደ ገበያ ትሄዳለህ የሚል ጥያቄ ነው? የደረስኝ እንግዲህ ወደ ገበያ የሚሄደው እኔ በየሳምንቱ በሳምንት ሁለት ቀን ነው። እንግዲህ በሳምንት ሁለት ቀን አንደኛ ማክሰኞ ነው እንግዲህ መክሰኞ የገበያ ቀን ነው ቅዳሜም የገበያ ቀን ነው ቅዳሜና ማክሰኞ ወደ ገበያ እሄዳለሁ ማለት ነው። እንግዲህ ወደ ገበያ ሲሄድ ብዙ ነገሮችን እገዛለሁ ብዙ ነገሮችን ሸምቼ እመጣለሁ ማለት ነው። ስለዚህ ወደ ገበያ ቅዳሜ ስሄዳ አሁን ለምሳሌ ምን እገዛለሁ ቢባል እንግዲህ የተለያዩ ልብሶችን እገዛለሁ የተለያዩ ልብሶችን ስገዛ እንግዲህ ተከራክሬ መሆን አለበት ምክንያቱም ሰዎች እንግዲህ ወደ ገበያ ሄጄ ስገዛቸው እንግዲህ ዋጋቸውን ከፍ ሊያደርጉብኝ ይችላሉ ከዋጋቸውን የማላውቀው ስሆነ ወይም ደግሞ አዲስ ከሆንኩኝ እኔ ለገበያው እንግዲህ ተከራክሬ ወይም ደግሞ ከእነሱ ጋር ተከራክሬ ያንን ምርት ልገዛ እችላለሁ ማለት ነው። ለምሳሌ ልብስ ስገዛ አንድ ሺህ ብር ቢሉኝ እነሱም ወይም ደግሞ ሁለት ሺህ ብር ቢሉኝ ተከራክሬ አንድ ሺህ አምስት መቶ ወይም ደግሞ አምስት መቶ ላደርገው እችላለሁ ማለት ነው። ስለዚህ መከራከር ይጠበቅብኛል ማለት ነው። እንግዲህ ተከራክሬ ወይም ደግሞ ተደራድሬ መግዛት ይኖርብኛል ማለት ነው። ከዛ በተጨማሪ እንግዲህ ወደ ገበያ ሄጄ የተለያዩ በሬዎችን ልገዛ እችለለሁ የተለያዩ ላሞችን በጎችን ፍየሎችን በሬዎችን ዶሮዎችንም ልገዛ እችላለሁ። እንግዲህ እነዛን ገዝቼ አምጥቼ ከዛ በኋላ በየሳምንቱ ነው የምመላለሰው ብያለሁ ከዛ በኋላ እንግዲህ እነዛን ገዝቼ አምጥቼ አደልባለው እንግዲህ አድልቤ ተመልሼ እሸጣቸዋለሁ ማለት ነው። እንግዲህ የኔ ጥቅም እንግዲህ ትርፍ ማግኘት ነው እነዛን አደልባለሁ በሬዎችን እገዛና አድልቤ በወሩ እሸጣቸዋለሁ ማለት ነው። ስለዚህ እነዛን በማድረግበት ጊዜ የተሻለ የገቢ ምንጭ አገኛለሁ አንድም የተሻለ እውቀትን አገኛለሁ ማለት ነው። ስለዚህ እኔ ልምድ ስላለኝ በገበያ እነዛን እንግዲህ ተከራክሬነት ተደራድሬ ገዝቼም እሸጣለሁ ማለት ነው። ስለዚህ እነዛን ገዝቼ በእርካሽ ዋጋ ገዝቼ ከዛ በውድ ዋጋ እሸጣቸዋለሁ ማለት ነው። ስለዚህ ለኔ ትርፍን አገኛለሁ ማለት ነው። እንግዲህ ትርፍን ካገኘው ለኔ የምፈልገው ትርፍን ነው ስለዚህ ገንዘብን ካገኘው ለህይወቴ ጠቃሚ ነገር ነው ማለት ነው። ስለዚህ ህይወቴን በጥሩ ሁኔታ ለመምራት ህይወቴን ከቤተሰቦቼ ጋር በጥሩ ሁኔታ ለማሳለፍ ላይፌን አሪፍ ለማድረግ ጥሩ ህይወት እንዲኖረኝ ለማድረግ እንግዲህ የተሻለ የተሻለ ተከራካሪ ወይም ደግሞ የተሻለ ገበያ አዋቂ መሆን አለብኝ ማለት ነው። ስለዚህ ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው ጥያቄ እኔ ለገበያም ምሄደው በየወሩም እሄዳለሁ በየሳምንቱም እሄዳለሁ ማለት ነው። ስለዚህ በየሳምንቱ ቅዳሜ ቅዳሜ ሄጄ አሁን ለምሳሌ ገበያ ሄድና የተለያዩ ምርቶችን ገዛለሁ የተለያዩ ለወር የሚሆኑ የተለያዩ ምግቦች ምግብ ነክ ነገሮችን እገዛለሁ ማለት ነው። እነዛ ምንድን ናቸው እንግዲህ ጤፍ ሊሆን ይችላል። በየወሩ እየሄድኩኝ እገዛለሁ ጤፍ እንግዲህ አንድ ኩንታል እገዛለሁ በየወሩ እንግዲህ ቤተሰብ ስላለኝ ላይበቃኝ ይችላል በየወሩ ከዛ በተጨማሪ እንግዲህ የተለያዩ ለምግብ ለወጥ እህል የሚሆኑ የተለያዩ ምስሮችን የተለያዩ ክኮችን የተለያዩ ድንቾችን የተለያዩ ለቤት እቃ የሚሆኑ ሁሉንም እንግዲህ ገዝቼ እመጣለሁ ማለት ነው። እንግዲህ እነዛን ሲሄድ ገበያ ሲሄድ እንግዲህ የምዛቸው የእቃዎች አይነት ናቸው ማለት ነው። ከዛ በተጨማሪ እንግዲህ ለልብስ ማጠቢያዊነት የሚሆን እንግዲህ ሳሙናዎችን እገዛለሁ ላርጎችን የተለያዩ ለልብስ ኦሞዎችን እንግዲህ እገዛለሁ ማለት ነው። ስለዚህ እነዛን ገዝቼ ለልብስ ማጥቢያነት ያገለግሉኛል ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ሁኔታዎችን እጠቀማለሁ ማለት ነው። እነዛ ምንድን ናቸው ቢባል እንግዲህ የተለያየ ጊዜ ገበያ ሄጄ የተለያየ ገበያዎች ላይ የተለያየ ምርቶችን የተለያየ ነገሮችን ማምረት እችላለሁ ማለት ነው። ስለዚህ ዛፎች ላይ ያሉ ፍራፍሬዎችን እሸጣለሁ የተለያዩ ምርቶችን ካገኘው በኋላ እነዛ ምርቶች እንግዲህ በመሸጥ እነዛ ምርቶች ከሰበሰብኩ በኋላ እነዛን ምርቶች እንግዲህ በመሸጥ እነዛን እተዳደራለሁ ማለት ነው። ስለዚህ የኔ ስራ ምንድነው ቢባል ምርቶችን በመሸጥ ምርቶችን በመተግበር እነዛን በመሸጥ እንግዲህ እተዳደራለሁ። ስለዚህ እኔ ነጋዴ ስለሆንኩኝ ነጋዴዎች ደግሞ በየሳምንቱም ሆነ በየወሩም ይሄዳሉ ስለዚህ እነዛን እንስሳቶችን ገዝቶ በማድለም በመሸጥም ከዛ በኋላ ደግሞ ፍራፍሬዎችን ጥራጥሬዎችን እነዛ አህሎችን በመግዛት በመሸጥ እነዛ እንደዛ እያርቁኝ እንግዲህ እተዳደራለሁ ማለት ነው። ስለዚህ ገበያ የምሄደው እኔ በሳምንትም በየወሩም እሄዳለሁ ማለት ነው። ስለዚህ እንደዛ ሄጄ የተለያዩ ገበያዎችን የገበያዊ ሁኔታውን አየዋለሁ ገበያው እንዴት እየሄድን እንደሆነ ብሩ እንዴት እየሄድን እንደሆነ ምን እንደተፈጠረ ገበያ ላይ የተለያዩ ጉዳዮችን እያጣራሁ መረጃዎችን እየሰማሁ እመለሳለሁ ማለት ነው። ስለዚህ ጥሩ ነገርም ሆነ አግኛለሁ ማለት ነው። ስለዚህ ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው ጥያቄ እኔ ወደ ገበያ የምሄደው ብዙ ጊዜ እንግዲህ በየወሩ እሄዳለሁ በብዛት በየወሩ እሄዳለሁ ከዛም አልፎ አልፎ ደግሞ በየሳምንቱ የሚሄድበት ጊዜ አለ ማለት ነው። ስለዚህ በይ በገበያ ቀን እንግዲህ ብዙ ነጋዴዎች ይመጣሉ ስለዚህ በዛን ጊዜ የተለያዩ ምርቶችን ስለማገኝ በገበያ ቀን

እሺ እንግዲህ በዚህ ቅዳሜና እሁድ ምን ታደርጋለህ የሚል ጥያቄ ነው? የደረሰኝ እንግዲህ በቅዳሜና እሁድ እኔ የማደርገው እንግዲህ አንደኛ በቅዳሜና እሁድ እንግዲህ የርቀት ትምህርት እማራለሁ በቅዳሜና እሁድ የተለያዩ ትምህርቶችን እንግዲህ ጠዋት እገባና ክላስ እስከ ስድስት ሰዓት ላይ እንግዲህ የተለያዩ ትምህርቶችን የተለያዩ እውቀቶችን የተለያዩ ስልጠናችን ስሰለጥን ቆይቼ እንግዲህ የዛን ጊዜ የተለያዩ እውቀቶችን ገብይቼ የተለያዩ እውቀቶችን ስቀሰም ቆይቼ እንግዲህ እመለሳለሁ ማለት ነው። ከዛ ያንን ካደረኩ በኋላ እንግዲህ ቅዳሜ እሁድ ደግሞ ቅዳሜ ላይ ያንን አደርጋለሁ እሁድ ደግሞ እንግዲህ ምን አደርጋለሁ ቢባል እንግዲህ በጧት እነሳና አላርም ቀጥሬ በጧት ተነስቼ ፊቴን እታጠብና ፊቴን ታጥቤ ከዛ በኋላ የተለያዩ ልብሶችን እቀይርና ገብቼ ከዛ በኋላ የተለያዩ ቦታዎች ላይ ከደረስኩ በኋላ ከዛ በኋላ እንግዲህ ምን አደርጋለሁ ቢባል ምን አደርጋለሁ ቢባል እንግዲህ የተለያየ ቦታ ከደረስኩ በኋላ ከዛ በኋላ ወደ ቤተክርስቲያን እሄዳለሁ ማለት ነው። እንግዲህ ቤተክርስቲያን እጄ እሁድ ቀን እንግዲህ ቤተክርስቲያን ቅዳሴ ሳስቀድስ ቆይቼ ስብከት ስሰማ ቆይቼ ከዛ በኋላ ወደ ቤት ሂዱ ከተባለን በኋላ ከዛ ወደ ቤት እመለሳለሁ ማለት ነው። እንግዲህ ቅዳሜ እንደዛ እወዳለሁ እሁድም እንደዚህ አደርጋለሁ ማለት ነው። ከዛ በተጨማሪ እንግዲህ ወደ ማታ ደግሞ ከሰአት ምናደርጋለው ቢባል እንግዲህ ከሰአት ደግሞ የተለያዩ መዝናኛ ቦታዎችጋ እሄዳለሁ ለምሳሌ የተለያዩ ሰዎችን እጠይቃለሁ የታመሙ ሰዎች ካሉ ስጠይቅ የተራቡ ሰዎች እንደዛ እንኳን አላደርግም። ነገር ግን ምን አደርጋለሁ ቢባል ኳስ እጫወታለሁ የተለያዩ ኳሶችን እጫወታለሁ የእረፍት ቀን ስለሆነ እረፍቴን አሳልፋለሁ ማለት ነው። እንግዲህ በቅዳሜና እሁድ እንግዲህ ገበያ ቀን አለን ለምሳሌ በገበያ ቀን እንግዲህ ቅዳሜ ቅዳሜ ገበያ ነው። በዛ ቀን እንግዲህ የተለያዩ ነገሮችን ስገዛ ልብስም ከሆነ ጫማ የተለያዩ ነገሮችን ስገዛ እውላለሁ ማለት ነው። እንግዲህ የተለያዩ የገበያ ቀን አሉ ነጋዴዎች ይመጣሉ ከሩቅ ቦታም ይመጣሉ ከቅርብም ይመጣሉ ስለዚህ የዛን ጊዜ ብዙ እርካሽ ነገሮች ሊገዙ ስለሚችሉ የተለያዩ አዳዲስ ነገሮችም ሊመጡ ስለሚችሉ እነዛን ነገሮች እንግዲህ በመግዛት እንግዲህ እተዳደራለሁ ማለት ነው። ስለዚህ የተለያዩ ነገሮችን እገዛበታለሁ ማለት ነው። በዛን ቀን እቃዎችን በመግዛት አሳልፋለሁ ማለት ነው። እንግዲህ ጠዋት ትምህርት ስማር እቆያለሁ ቅዳሜ ቀን ጠዋት ትምህርት ስማር እቆያለሁ ከዛ በኋላ ከሰአት ደግሞ ገበያ እውላለሁ ማለት ነው ስለዚህ በጣም ስራ ይበዛብኛል ማለት ነው። ቅዳሜ ቀን ስለዚህ ማታ ላይ ደግሞ መጥቼ ከቤተሰቦቼ ጋር ትንሽ ተጨዋውቼ እራቴን እበላና እንግዲህ እተኛለሁ ማለት ነው። ስለዚህ የቅዳሜ ቀን ውሎዬ ይህን ይመስላል ነገር ግን እሁድ ደግሞ ጠዋት ቤተክርስቲያን እንሄዳለን ከዛ በተጨማሪ ከሰአት ደግሞ የእረፍት ቀን ስለሆነ ወደ አስራ አንድ ሰዓት አካባቢ ኳስ አለ የሰፈር ኳስ አለ ያንን እንግዲህ የምንጫወተው በቡድን ነው። በቡድን እንግዲህ አስራ አንድ አስራ አንድ ሆነን እንጫወታለን ማለት ነው። እንግዲህ ከእነሱ ጋር ስንጫወት ብዙ ጊዜ ሜዳ ላይ ነው የምንጫወተው ሜዳው እንግዲህ የሚገኘው ሩቅ ነው እዛ ድረስ በእግራችን እንሄዳለን ዱብ ዱብ እያልን እየሮጥን ማለት ነው። እየሄድን ከዛ እንሄድና እዛ ስንደርስ እንግዲህ ቡድን እንመሰርታለን አስራ አንድ አስራ አንድ ሆነን እንመሰርትና ከዛ በኋላ ደቂቃ የሚይዝልን ደግሞ አንድ ዳኛ እናስቀራለን ከዛ በኋላ እየተሯሯጥን እንግዲህ የእግር ኳስ እንጫወታለን ማለት ነው። ከዛ በተጨማሪ እንግዲህ ሌላ ቀን ከሆነ ደግሞ ሩጫ እንወርጣለን ሜዳ እንዞራለን የተለያዩ ሌላ ስፖርቶችን እንሰራለን እንደ ጂምናስቲክ እና እንደ መለጠጥ ነገር ያሉ ነገሮችን ደግሞ እንሞክራለን ማለት ነው። ከዛ በተጨማሪ ደግሞ ስፖርቶችን እንሰራለን እንግዲህ እንቅስቃሴዎችን እናደርጋለን ማለት ነው። እንግዲህ እነዚህን በማድረግ እንግዲህ ቅዳሜ እሁድን እናሳልፋለን ማለት ነው። ከዛ በተጨማሪ ደግሞ ምን እናደርጋለን ቢባል? የተለያዩ ትምህርቶችን እንግዲህ ከሰአት በመሄድ እንግዲህ እንማራለን ማለት ነው። የተለያዩ ስልጠናዎችን በመሰልጠን የተለያዩ ሙያዎችን በመቅሰም እንግዲህ የትርፍ ሰዓት ስለሆነ የተለያዩ ሙያዎችን እንማራለን ማለት ነው። ስለዚህ እነዛን በማድረግ እነዛን በማከናወን ቀኑን ለማሳለፍ እንሞክራለን ማለት ነው። ስለዚህ ሌላውን ቀን ግን በትምህርት ስለምናሳልፍ ስናጠናም ልንውል እንችላለን አሁን ቅዳሜ ሰኞ ፈተና ካለን ቅዳሜና እሁድ እንግዲህ በጥናት ልናሳልፈው እንችላለን ማለት ነው። ስለዚህ እኔ ተማሪ ስለሆንኩኝ የተለያዩ የተለያዩ ጥናቶችን የማጠናበት ቀን ሊሆን ይችላል ማለት ነው። እንግዲህ ሰኞ እስከ አርብ የተለያዩ ትምህርቶችን የተለያዩ እውቀቶችን ስቀስም ቆይቼ እነዛን ደግሞ የማጠናበት ጊዜ ቅዳሜና እሁድ ሊሆን ይችላል ማለት ነው። ስለዚህ እነዛን የማጠናበት ጊዜ ሊሆን ይችላል ማለት ነው። ስለዚህ በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው እንግዲህ የተለያዩ ገበያዎችን አደርጋለሁ ከዛ በተጨማሪ እንግዲህ የተለያዩ ትምህርቶችን የምማርበት ቀን ነው ማለት ነው። ስለዚህ ስፖርቶችን እሰራለሁ የተለያዩ ነገሮችን የማደርግበት እንግዲህ

እሺ እንግዲህ ሰዓት ለማንደድ ምን ትጠቀማለህ? የሚል ጥያቄ ነው የደረሰኝ። እንግዲህ ሰዓት ለማንደድ ብዙ ነገር ልንጠቀም እንችላለን። ከነዛም ውስጥ እንግዲህ እሳት መጀመሪያ ከክብሪቱ እናወጣና እንግዲህ የተለያዩ ውጪ ሊሆን ይችላል። ወይም ደግሞ ወረቀቶችን ሊሆን ይችላል። በቀላሉ ሊቀጣጠሉልን የሚችሉ ወይም ደረቅ እንጨቶችን ሊሆን ይችላል። አንድ ላይ እንሰበሰብና እናጠራቅማለ። ከዛ በኋላ እንግዲህ እነዛን አንድ ላይ ካጠራቀምን በኋላ የተለያዩ ክብሪቶችን እናመጣና እንግዲህ እንጨራለን። ከዛ በኋላ ያንን ከጫርን በኋላ እንግዲህ ያንን ከጫርን በኋላ እንግዲህ ምን እናደርጋለን? ቢባል እንግዲህ ያንን እናቀጣጥለዋለን ማለት ነው። የሰበሰበው እሳት ወይም ደግሞ የሰበሰበውን እንጨት እናቀጣጥለዋለን ማለት ነ። ከዛ በስመ ከተገጣጣለም በኃላ በደንብ እናራግበዋለን። ስናራግበው እንግዲህ ይነድልናል ማለት ነው። ስለዚህ ስለዚህ ይሄን በማድረግ እንግዲህ ብዙ ጥቅሞችን ልናገኝበት የምንችለው ነገር ነው ማለት ነው። ስለዚህ እሳትን እሳት ለማንደድ ምን ትጠቀማለህ? ለሚለው እንግዲህ ብዙ ነገሮችን መጠቀም ይችላል። እንግዲህ እሳት ማለት መጀመሪያ ምንድነው? ቢባል እንግዲህ እሳት ማለት በብዛት የምንጠቀመው ምግብን ለማብሰል ነው። እንግዲህ እሳት ማለት እንጨቶችን አቀጣጥልን ወይም ደግሞ የተለያዩ ነገሮችን አቀጣጥለን የምናገኘው ነገር ነው ማለት ነው። ስለዚህ እነዛን ነገሮች የምናገኘው እንግዲህ የተለያዩ ነገሮችን በማቃጠ፣ የተለያዩ ነገሮችን በማንደር ማለት ነው። ስለዚህ ያኔ ነገር አንድደን ምግብ ልንሰራበት እንችላለን። ወይም ደግሞ እሳትን እንግዲህ የተለያዩ ነገሮችን ልንጠብስበት እንችላለን ማለት ነው። እንግዲህ እሳትን ለብዙ ነገር እንጠቀመዋለን። እሳት ለምን እንጠቀማለን? ቢባል እንግዲህ አንደኛ ምግብ ለማብሰል ነው። ምግብ ለማብሰል እንግዲህ እሳትን ትጠቀምበታለህ። እሳት እንግዲህ ሞቃት ነው እንግዲህ አንደኛ እንግዲህ እሳትን እንግዲህ የተለያዩ ምግቦችን በመጣድ እዛ ላይ ወይም ደግሞ በመጣ ስጋዎችን ሊሆን ይችላል። በኮሎዎችን ሊሆን ይችላል እዛ ላይ ጎማኖችን ሊሆን ይችላል። በመጥበስ እንግዲህ ልንጠቀምበት እንችላለን አንደኛ እሱ ነው፤ ሁለተኛ ደግሞ እንግዲህ ምግቦችን እናመስልበታለን ብለን ሁለተኛ እንግዲህ ልንሞቀው እንችላለን። እሳት እንግዲህ ሞቃት ነው። ሞቃት ደግሞ በብርድ ቀን እንግዲህ በዝናብ የሚዘንብበት ቀን ወይም ደግሞ በብርድ ቀን ያንን እሳት እንግዲህ ልንሞቀው እንችላለን ማለት ነው። ከዛ በተጨማሪ እንግዲህ እሳት ለምን ይጠቅማ። እንግዲህ ብርሃንን ይሰጣል፤ ብርሃን እንግዲህ በጣም የሚያስፈልግ ነገር ነው። ምክንያቱም እንግዲህ ብርሃን በጣም ደስ የሚል ነገር ነው ምክንያቱም ብርሃን እንግዲህ ለሰው ልጆች የሰው ልጆች ብርሃን ያስፈልጋቸዋል። ስለዚህ ያን ብርሃን የሚያገኙት ደግሞ ከእሳት ሊሆን ይችላል። ስለዚህ ያን እሳት በችቦ ላይ ወይም ደግሞ በተለያዩ እንጨቶች ላይ በማብራት በጨለማ ጊዜ ለመጓዣነት ይጠቀሙበታል ማለት ነው። ስለዚህ እሳቶችን በ እንደዛ አድርገን አንድደል ልንጠቀምባቸው እንችላለን ማለት ነው። ከዛ በተጨማሪ እንግዲህ እሳት የራሱ የሆነ ጉዳት አለው። እሳት እንግዲህ ምን ጉዳት አለው? ቢባል እንግዲህ እሳቶችን አንድተን የምንተዋቸው ከሆነ፣ ወይም ደግሞ አቀጣጥለን የምንተዋቸው ከሆነ ሳሮችን በመብላት ወደ ሰተ ሰተሳሰድ የተለያዩ እንስሳትና አጽዋትን ሊበሉብን ይችላሉ ማለት ነው። ይሄ እንግዲህ ምን ይባላል ስደድ እሳት ይባላል ማለት ነው። ስለዚህ ይሄን ሰደድ እሳት ለማስቆም የመጀመሪያ እሳትን በአግባቡ ተጠቅሞ ማጥፋት ያስፈልጋል ማለት ነው። ስለዚህ እሳትን በአግባቡ የማንጠቀም ከሆነ አንደኛ እጿትንና እንስሳትን ሊያቃጥል ይችላል፤ ሁለተኛም ደግሞ ቤታችንም ንብረታችንም ሊያወድም ይችላል። ስለዚህ እኛንም እኛንም የህይወታችን ሊቃፀፍ ይችላል። ስለዚህ እሳትን በአግባቡ ተጠቅማን እሳትን በአግባቡ ተጠቅመን ማጥፋትና አቅጣጥለን መጠቀም በአግባቡ ማጥፋት ያስፈልጋል ማለት ነ። ስለዚህ እሳት ለማንደድ ምን ትጠቀማለህ? ለሚለው እንግዲህ እሳት ለማንደድ የተለያዩ ወረቀቶችን፣ ልንጠቀም እንችላለን የተለያዩ እንጨቶችን፣ ልንጠቀም እንችላለን ከዛ በተጨማሪ ደግሞ የተለያዩ ቅጠሎችን፣ የደረቀ ቅጠሎችን ወይም ደግሞ ጎማዎችን፣ ወይም ደግሞ ሊነዱ የሚችሉ ነገሮችን ሁሉ በመጠቀም እንግዲህ ልናደርግ እንችላለን ማለት ነ። እንግዲህ ይሄንን ስናደርግ ብዙ ጥቅሞችን እናገኝበታለን። ከእነዚህም ውስጥ ምንድነው ምግብ ልናበስልበት እንችላለን። እንግዲህ እሳቶችን ስናበስል እሳቶችን ስንጠቀም እንግዲህ የተለያዩ ምግቦችን የተለያዩ መጠጦችን እናበስልበት እንችላለን ማለት ነው። ስለዚህ ይሄንን ስናደርግ እንግዲህ ብዙ ጊዜ ለመግብነት ማብሰያ እና ለመ ለሙቀት ወይም ደግሞ ለብርሃንነት እንገለገልበታለን ማለት ነው። ስለዚህ እሳት በጣም ጠቃሚ ነገር ነው፤ እሳት አስፈላጊ ነገር ነው፤ ለሰው ልጆች እንግዲህ እሳት በጣም ጠቃሚ ነገር ነው ማለት ነው። ምክንያቱም እሳት ከሌለ የሰው ልጆች ምግብ የሚመገቡትን ሊያገኙ አይችሉም። እንግዲህ እሳት ከለለ የሰው ልጆች ሙቀትን አያገኙም ማለት ነው። ስለዚህ ሙቀትን ለማግኘት ብርሃንንም ለማግኘት እና ምግብንም ለማብሰል እንግዲህ እሳት ያስፈልጋል ማለት ነ። ስለዚህ እሳትን ስንጠቀም ግን በአግባቡ ሊሆን ይገባል። በጥንቃቄ ሊሆን ይገባል። ከተጠቀምን በኋላም እንግዲህ ህፃናትም እንዳይደርሱበት አድርገህ ልንጠቀም ይገባል። ስንጠቀም በጥንቃቄ ሊሆን ይገባል ማለት ነው። ከዛ በተጨማሪ እንግዲህ እሳትን ስንጠቀም በአግባቡ ሊሆን ይች ይገባል። ከ እንደዛ ካልሆነ ግን ውድመት

"እሺ እንግዲህ የህዝብ ማመላለሻ ትጠቀማለህ ወይ?" የሚል ጥያቄ ነው የደረሰኝ። እንግዲህ የህዝብ ማመላለሻን አዎ እጠቀማለሁ። እንግዲህ በሀገራችን ኢትዮጵያ እንግዲህ በብዛት የሚገኘው እንግዲህ የህዝብ ማመላለሻ ባስ ነው። እንግዲህ የባስ እንግዲህ ብዙ አይነት የባስ አይነት አለ። እንግዲህ ሰላም ባስ የሚባል አለ፣ ጎልደን የሚባል አለ፣ ሀበሻ ባሰ የሚባል አለ፣ እንግራ የተለያዩ ባሶች አሉ ማለት ነው። ስለዚህ እነዛን ባሶች እንግዲህ የህዝብ ባስ ናቸው እንግዲህ እነዛን በመጠቀም ነው ከሀገር ወደ ሀገር ስመላለስ የኖርኩት። እንግዲህ ከድሮ ጀምሮ ከድሮ ጀምሮ የተለያዩ ባሶችን ስጠቀም ከርሜያለሁ። እንግዲህ እነዛን ባሶች እንግዲህ እጠቀማለሁ ማለት ነው። እንግዲህ የህዝብ ማመላለሻ ባሶች ምንድነው ጥቅማቸው ምንድነው ጉዳታቸውን እንግዲህ የሚለውን ለማየት እንሞክራለን እንግዲህ የህዝብ ማመላሻ ባሶች እንግዲህ የተለያየ ጥቅምም ጉዳትም አላቸው ማለት ነው። እንግዲህ "ጥቅማቸው ምንድነው?" ብለን ስናይ እንግዲህ የህዝብ ማመላሻ ባሶች ምንድነው ጥቅማቸው የሚለውን ስናይ የህዝብ ማመላለሻ ባሶች እንግዲህ የራሳቸው የሆነ ጥቅም አላቸው። ያም ጥቅማቸው ምንድነው ቢባል እንግዲህ እነሱ እንግዲህ ምን ጥቅም አላቸው ቢባል እንግዲህ አንደኛ ገንዘባቸው ርካሽ ነው። ማለት የምንሄድበት ወጪያቸው ወይም ደግሞ የምናወጣው ወጪ የህዝብ ትራስፖርት ካለ እንግዲህ ቅናሽ ይሆናል ማለት ነው። ምክንያቱም በታሪፉ በተወሰነው ዋጋ ስለሚሰሩ ቀነስ ይላል ማለት ነው። ስለዚህ የህዝብ ማመላለሻ ባሶች እንግዲህ ዋጋቸው ቀነስ ይላል ማለት ነው። ስለዚህ ዋጋቸው ስለሚቀንስ አንድም ደግሞ ሩቅ ቦታ ስለሚሄዱልን ወደዛ ለመሄድና ለመመላለስ እንግዲህ የህዝብ ባሶችን እንጠቀማለን ማለት ነው። እንግዲህ ከዛ በተጨማሪ ከገንዘቡ አንፃር በተጨማሪ ደግሞ ምን ይጠቅሙናል ቢባል እንግዲህ በህዝብ ማመላለሻ መሄድ እንግዲህ ረጅም ርቀትን ለመሄድ ለምሳሌ ከ ከ አዲስ አበባ ጅማ፣ ወይም ደግሞ ከአዲስ አበባ ሚዛን፣ ወይ ደግሞ ከአዲስ አበባ ባህርዳር፣ ከአዲስ አበባ ሀዋሳ ለመመላለስ እንግዲህ ይጠቅሙናል ማለት ነው። ስለዚህ ረዥም ርቀትን ለመጓዝ ረዥም መንገድን ለመጓዝ ይጠቅሙናል ማለት ነው። ስለዚህ ሁለተኛ ጥቅማቸው ይሄ ነው። ሶስተኛ ጥቅማቸው ደግሞ ህዝብ ባስት ውስጥ ካለን ደግሞ የተለያዩ ጥቅሞች ይኖራሉ፤ እነዛ ምንድን ናቸው ከሰዎች ከሰዎች ጋር ብዙ ሰዎች ስለሚኖሩ እዛ ውስጥ እንግዲህ ከሰዎች ጋር ጥሩ ግንኙነት እንዲኖር ያደርገናል ብዙ ግንኙነቶችን እንድናደርግ ከሰዎች ጋር እንድንግባባ ከሰዎች ጋር እንድንኖር እንግዲህ ማህበራዊ ኖሮ እንድንኖር ያደርጉናል ማለት ነው። ስለዚህ ባሶች ውስጥ የምንኖ የምንሳፈር ከሆነ የተለያዩ ባሶች ውስጥ የምንሳፈር ከሆነ የተለያዩ ሰዎችን እናውቃለን። የተለያዩ ሰዎችን ስናውቅ ደግሞ በዛን ጊዜ እንግዲህ የስራ እድል ልናመቻች እንችላለን። የተለያየ ሙያን እንግዲህ ከእነሱ በመቀራረብ እንግዲህ ልንማር እንችላለን ማለት ነው። ስለዚህ አንደኛ የገቢ ምንጫችን ወይም ደግሞ ገንዘባችንን ይቀንሳል ርካሽ ናቸው። ሁለተኛ ደግሞ ርቀት ቦታ ይሄዱልናል ስለዚህ እዛ በመሄዳቸው። ሶስተኛ ደግሞ ከሰዎች ጋር ግንኙነት እንድናደርግ ጥሩ ጥሩ ግንኙነት እንድናደርግ ይረዱናል ማለት ነው። ከዛ በተጨማሪ እንግዲህ በጥንቃቄ ይነዳሉ እንግዲህ የባሶች ወይም ደግሞ የህዝብ ማመላለሻ ባስ ማመላለሻዎች እንግዲህ ይጠቅሙናል ለምን ቢባል እነሱ በጣም ቀስ ብለው ወይም ደግሞ በተረጋጋ መንፈስ በቀስታ ብዙ ህዝብ ስለያዙ በጥንቃቄ ስለሚነዶ ጉዳት አይደርስብንም ማለት ነው። ስለዚህ እነዛን ጥቅሞች ይሰጡናል ማለት ነው። ከዛ በተጨማሪ እንግዲህ የራሳቸው ጉዳት ይኖራቸዋል ማለት ነው። እንግዲህ እነዚህ ባሶች አንደኛ እንግዲህ ቶሎ አይደርሱም። ምክንያቱም ቀስ ብለውና በእርጋታና በጥንቃቄ ስለሚነዙ ስለሚናዱ በፍጥነት ሊደርሱ አይችሉም ማለት ነው የታሰበበት ቦታ ወይም ደግሞ የታሰበ በፍጥነት ለመሄድ ብንፈልግ ወይም ደግሞ በአፋጣኝ መሄድ ብንፈልግ እኛ እዛ ቦታ ላይ በፍጥነት ሊደርሱልን አይችሉም ማለት ነው። ስለዚህ እነዛን ባሶች እንግዲህ መጠበቅና ቀስ ብሎ መራመድ ከእነሱ ጋር መጓዝ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ጉዳታቸው ምንድነው ቢባል እዛ ውስጥ ብዙ ማህበረሰብ አለ። ብዙ ሽታ ሊኖር ይችላል ማለት ነው። እንግዲህ ብዙ ማህበረሰብ ጋር ተጨናንቀን ተጣበን ስለምንሄድ ብዙ ሽታዎች እና ብዙ ነገሮችን ልናይ እንችላለን ማለት ነው። ስለዚህ እነዛ ሽታዎችን እነዛ ቆሻሻ ነገሮችን ለማስወገድ እንግዲህ በግል ባሶች ወይም ደግሞ በግል መኪኖች በታክሲዎች ልንሄድ እንችላለን ማለት ነው። ስለዚህ ሁለተኛ ጉዳቱ እንግዲህ ህዝብ ጋር ተጨናንቀን መሄዳችን ነው ማለት ነው። ከዛ በተጨማሪ እንግዲህ የህዝብ ማመላለሻ ባሶች እንግዲህ ጉዳታቸው ምንድነው ቢባል እንግዲህ እነሱ ጉዳታቸው እንግዲህ ትንሽ መሆናቸው ነው። እንግዲህ በብዛት አይገኙም እነሱ እንግዲህ አንድ ጊዜ በጧት ካገ ካ ካጣናቸው አናገኛቸውም ማለት ነው። ምክንያቱም ትንሽ ስለሆኑ ብዙ ርቀት ስለሚሄዱ ብዙ ርቀት እዛ ሄደው እስከሚመለሱ ድረስ ላናገኛቸው እንችላለን ማለት ነው። ስለዚህ እነዚህን የመሰሉ ጉዳቶች አላቸው፤ እነዚህን የመሰሉ ጥቅሞች አላቸው። ስለዚህ "የህዝብ ማመላለሻ ትጠቀማለሁ ወይ?" ለሚለው ጥያቄ አዎ እጠቀማለሁ። ምክንያቱም የህዝብ ማመላለሻ ባሶች እንግዲህ የራሳቸው ጥቅሞችም አላ

አሽ እንግዲህ የሙዚቃ መሳሪያ መጫወት ትችላለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ የሙዚቃ መሳሪያ መጫወት እችላለሁ። ከነዛም ውስጥ እንግዲህ የምችላቸው የሙዚቃ መሳሪያ መጫወቻዎች እንግዲህ ማለት ሙዚቃ በምንዘፍንበት ጊዜ ወይም ደግሞ በምናቀነቅንበት ጊዜ ያንን የሙዚያ መሳሪያ እንጠቀማለን ማለት ነው እንግዲህ የሙዚቃ መሳሪያዎች ምን ምን ሊሆን ይችላሉ የሚለውን ብናይ? ለምሳሌ እንግዲህ ሙዚቃ መሳሪያ ሊባሉ የሚችሉት እንግዲህ አንደኛው ከበሮ ሊሆን ይችላል። እንግዲህ ከበሮ እየመታን እንግዲህ ልንዘፍን እንችላለን ማለት ነው። እንግዲህ ያ የሙዚቃ መሳሪያ ይባላል ከዛ በተጨማሪ እንግዲህ ዋሽንት ሊኖር ይችላል ዋሽንት እንግዲህ በቀርቅሃ ወይም ደግሞ የሚሰራ ሊሆን ይችላል ያ እንግዲህ በሸንበቆም ሊሰራ ይችላል። በስርዓት ተሰርቶ ያ እንግዲህ አራት ቀዳዳዎች ወይም ስድስት ቀዳዳዎች ይበሱለት እና በትንፋሻችን እየነፋን የምንጫወትበት መሳሪያ ነው ማለት ነው። እንግዲህ ይሄ ደስ የሚል ዜማ ያለው የመሳሪያ አይነት በጣም ልብን የሚመስጥ በጣም የሚማርክ የመሳሪያ አይነት ነው ማለት ነው። ስለዚህ ይሄንን መሳሪያ መጫወት እችላለህ ስለዚህ በዚህ መሳሪያ ሙዚቃዎች ላይ ወይም ደግሞ የተለያዩ ድግሶች ላይ ሙዚቃ በሚያስፈልግበት ጊዜ ያንን እንግዲህ እየተጫወትኩኝ እንግዲህ አቀነቅናለሁ ወይም ደግሞ እጫወታለሁ ማለት ነው። ስለዚህ እነዛን እጠቀማለሁ ከዛ በተጨማሪ እንዲህ ኪቦርድ አለ ኪቦርድ እንግዲህ በጣታችን እየነካካን በጣታችን እየደባበስን እንግዲህ የምንዘምርበት ወይም ደግሞ የምን የምናቀነቅንበት የምንዘፍንበት የሙዚቃ መሳሪያ ነው። እንግዲህ የተለያዩ ኪቦርድ የሚጫወቱ ሰዎች አሉ እነዛ እንግዲህ የተለያየ የራሳቸው ሙያ አላቸው የራሳቸው ሙያቸው እንግዲህ ኪቦርዱን መቻላቸው ነው ስለዚህ በዛ ሙያቸው እንግዲህ ይተዳደሩበታል ማለት ነው። ስለዚህ በዛ ሙያ እንግዲህ እውቅናን ያገኙበታል አንድም የተለያዩ እውቅናን ያገኙበታል በዛ ሙያ ጎበዝ ከሆን በዛ ሙያ ጥበብኛ ከሆንን እንግዲህ አንደኛ እውቀት እናገኝበታለን ማለት ነው። እንግዲህ በዛ ሙያ እውቀትን ካገኘን በሰው ዘንድ ክብር ይኖራል በሰው ዘንድ ተወዳጅ እንሆናለን ማለት ነው። ከዛ በተጨማሪ እንግዲህ ኪቦርድ የምንችል ከሆነ ወይም ደግሞ የሙዚቃ መሳሪያዎችን የምንችል ከሆነ የገቢ ምንጭ ይኖረናል ማለት ነው። እንግዲህ ሙዚቃዎች ላይ ወይም ድግሶች ላይ የተለያዩ ቦታዎች ላይ ወይም በባንዶች አማካኝነት አየሄድን የምንዘፍን ወይም ደግሞ ሙዚቃ መስራያዎችን የምንጫወት ከሆነ እንግዲህ የገቢ ምንጭ ሊሆን ይችላለ ምክንያቱም እዛ ላይ በምንጫወትበት ጊዜ ክፍያ ያስፈልገናል ክፍያ ይከፍሉናል ማለት ነው። ስለዚህ ክፍያ በሚከፍሉን ጊዜ ገንዘብ እናገኛለን ስለዚህ ገንዘብ አገኘን ማለት ደግሞ የገቢ ምንጫችን አገኘን ማለት ነው። ስለዚህ የገቢ ምንጭ እምናገኝ ከሆነ ቤተሰቦቻችን ሆነ ዘመዶቻችንን ልንረዳበት የምንችለው ገንዘብ ይኖረናል ማለት ነው። ስለዚህ አንደኛው እንግዲህ ሙዚቃ መሳሪያ መጫወታችን ጥቅሙ እንግዲህ የገቢ ምንጭን ለማግኘት ነው ማለት ነው። ስለዚህ የገቢ ምንጭን የምናገኝበት አንዱ ዋናው እና አሪፉ መንገድ እንዲያውም ሳንለፋ ሳንጠበብ ብዙ ፎርስ ሳናወጣ ወይም ደግሞ ሀይል ሳናወጣ የምንጠቀምበት የሙዚቃ መሳሪያ የገበያ ምንጫችን ሊሆን ይችላል ማለት ነው። ስለዚህ በጣታችን ብቻ እየነካካን ኪቦርድን እየነካካን እየተጫወትን እንግዲህ የሙዚቃ መሳሪያን እየተጫወትን እየተደሰትን በዛውም አመሯችን ደስ እያለው እንግዲህ ገንዘብ ልናገኝበት የምንችልበት አንዱ መንገድ ነው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ጥሩምባዎች አሉ እነዛን ጥሩምባዎች እንግዲህ እየነፋን ልንጫወት እንችላለን ማለት ነው። ስለዚህ እነዛን በመንፋት እንግዲህ የሙዚቃ መሳሪያን እንጫወትባቸዋለን ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ የሙዚቃ መሳሪያዎች አሉ ክራር ሊኖር ይችላል እንግዲህ ክራር በብዛት የሚሰራው እንግዲህ ከዋንዛ እንጨት ነው ከዋንዛ እንጨት በቆዳ ተለብጦ ወይም ደግሞ እንደዛ ይሰራና ከዛ በኋላ የተለያዩ ክሮች ይወጠሩበታል ያን ክር እየነካካን እንግዲህ ተጫውተን የተለያዩ ገንዘቦችን መስራት የምንችልበት እና እኛንም ወይም ደግሞ ራሳችን አዕምሯችንን ማስደሰት የምንችልበት ዘና የምንልበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ እነዚህ የሙዚቃ መሳሪያዎች ጥቅማቸው ምንድነው? ቢባል የተለያዩ እውቀቶችን የተለያዩ ደስታዎችን ለማግኘት አንድም ደግሞ የተለያዩ ገንዘቦችን ለመስራት ይጠቅሙናል ማለት ነው። ስለዚህ የሙዚቃ መሳሪያ መጫወት ትችላለህ ወይ ለሚለው ጥያቄ አወ የሙዚቃ መሳሪያ መጫወት እችላለሁ። ምክንያቱም እነዛን ሙዚቃ መሳሪያዎችን ስጫወት ብዙ ልምድ አለኝ በዛ ልምድ እንግዲህ ተመርኩዠ የተለያዩ የሙዚቃ መሳሪያዎችን መጫወት እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ ሙዚቃ መሳሪያዎችን የምጫወተው እንግዲህ ለምንድነው ቢባል እንግዲህ የተለያዩ ገንዘቦችን ለማግኘት ወይም ደግሞ የገሚ ምንጭ ለመሆን ወይም ደግሞ የስራ ዘርፍ ስለሆነ አንድ የስራ ዘርፍ ስለሆነ በዛ ደሞዝ እንደማግኘት ይሆናል ማለት ነው። ከዛ በተጨማሪ እንግዲህ የአእምሮ ደስታ ወይም ደግሞ በዘፈኑ አማካኝነት ያለውን ደስታ ለማግኘት ወይም ደግሞ እዛ ላይ ለመታደም ስል እንግዲህ የሙዚቃ መሳሪያዎችን እጫወታለሁ ማለት ነው። እንግዲህ የሙዚቃ መሳሪያዎች ብዙ አይነት ናቸው። ጥሩምባ ሊሆን ይችላል ዋሽንት ሊሆን ይችላል ኪቦርድ ሊሆን ይችላል ጊታር ሊሆን ይችላል ክራር ሊሆን ይችላል የተለያዩ የሙዚቃ መሳሪያዎች አሉ። እንግዲህ እነዛን የሙዚቃ መሳሪያዎች በመጠቀም በመጫወት እንግዲህ የተለያዩ ገቢዎችን የተለያዩ ደስታዎችን ማግኘት ይቻላል ማለት ነው። ስለዚህ እነዚህን በማግኘት እነዚህን በመደሰት እንግዲህ ሙዚቃ መሳሪያዎችን መጫወት ይቻላል ማለት።

እሺ እንግዲህ ከደንበኞች ጋር ትሰራለህ? የሚል ጥያቄ ነው የደረሰኝ። እንግዲህ ከደንበኞቼ ጋር እሰራለሁ። ለምን እሰራለሁ ይባል እንግዲህ ከደንበኞቼ ጋር መስራት ብዙ ጥቅሞች አሉት እነዛ ጥቅሞች ምንድን ናቸው? ቢባል አንደኛ፦ ከደንበኞች ጋር የምሰራ ከሆነ አንደኛ ሌላ ደንበኞችም መሳብ እችላለሁ፣ ምክንያቱም የድሮ ደንበኞቼ የሌላ ደንበኞችን የመሳብ ቻን አድ፣ ፈ ስላላቸው፣ ማለት ነው እንዴ ለምን ቢባል የኔ ምርጥ ጥሩ ከሆነ የኔ አገልግሎት ጠሩ ከሆነ የተለያዩ ሰዎች የተለያዩ ደንበኞችን ይዘውልኝ ይመጣሉ ማለት ነው። የድሮ ደንበኞችን የምንከባከብ ከሆነ ድሮጅ ደንበኞችን ከእነሱ ጋር የምሰራ ከሆነ እንግዲህ የተለያዩ ጥቅሞችን አገኛለሁ ማለት ነው እነዛም ጥቅሞች እንግዲህ አንደኛው ፦የነሱን ፀባይ ስለማውቃቸው የነሱን አስተሳሰብ ስለማውቀው የነሱን ሁኔታ ስለማውቀው፣ እንግዲህ ከእነሱ ጋር ብሰራ ውጤታማ የመሆን እድል አለኝ ማለት ነው ምክንያቱም የነሱን ጥሩ ጎን እና መጥፎ ጎን ስለማቆም የነሱን ጥሩ ጎን ስለማውቀው ከእነሱ ጋር ብሰራ የተሻለ ውጤታማ የመሆን እድሌን አገኛለሁ ማለት ነው። ስለዚህ ከሌላ አዲስ ሰው ጋር ከምሰራ ይልቅ ከድሮ ከማውቃቸው ደንበኞች ጋር ብሰራ የተሻለ እውቀትን የተሻለ ትርፋማነትን አገኛለሁ ማለት ነው። ከዛ በተጨማሪ እንግዲህ ከድሮ ደንበኞች ጋር ትሰራለህ ወይ? ለሚለው እንግዲህ ከድሮ ደንበኞች ጋር መስራት በብዙ ጥቅም ቢኖሩትም የተለያየ ጉዳቶች ሊኖሩት ይችላሉ። ምክንያቱም የዶሮ ደንበኞቼ መጥፎ ሊሆኑ ይችላ፣ እነዛ ደንበኞች እንግዲህ ደግሞ መጥፎ ከሆኑ ብንቀይራቸው ወይም ደግሞ አዲስ አዲሶችን ብንይዝ ይሻላል ማለት ነው ምክንያቱም አዲስ ደንበኞች ከሆኑ የተለያየ ልምድ ሊኖራቸው ይችላል፤ የተለያየ እውቀት ሊኖራቸው ይችላል፤ እነዛን እውቀቶችን ለመጠቀም እነዛን ልምዶችን ለማድረግ እንግዲህ እነዛን ሰዎች መጠቀም ያስፈልጋል ማለት ነው። እንግዲህ አዲስ ሰዎች የሚመጡ ከሆነ የተለየ ልምድ ይዘው ነው የሚመጡት የተለየ እውቀትን ይዘው ይመጣሉ ስለዚህ ያን እውቀት ከእኔ ጋር ብናወዳደር ብና አብረን ብናስኬደው እንግዲህ የተሻለ ውጤታማነትን የተሻለ ትርፋማነትን ልናገኝበት ስለምንችል ማለት ነው። ከዛ በተጨማሪ እንግዲህ ''ከደንበኞቼ ጋር ትሰራለህ ወይ?'' የሚለው እንግዲህ አዎ ከደንበኞቼ ጋር እሰራለሁ እንግዲህ ደንበኞች ማለት እንግዲህ ድሮም ሆነ አሁንም በቅርብም ሆነ በሩቅም ጊዜ ያሉ እንግዲህ በስራ ላይ የሚኖሩ እኔን የሚያግዙኝ ወይም ደግሞ ከእኔ የሚገዙኝ ወይም ደግሞ እኔ የማገለግላቸው ሊሆኑ ይችላሉ ማለት ነው። ስለዚህ እነዛን ደንበኞች እንግዲህ በእንክብካቤ ከያዝኳቸው ሌላ ደንበኛን ይዘውልኝ ሊመጡ ይችላሉ። ከዛም በተጨማሪ እንግዲህ እነዚህ የገቢ ምንጮች ስለሆኑ እነሱን ላለመጣት እነሱን ላለማጣት እንግዲህ ከእነሱ ጋር መስራት አለብኝ ማለት ነው ምክንያቱም እነሱን ካጣው ሌላ የገቢ ምንጭ ላላገኝ ስለምችል ምክንያቱም ሌላ ደንበኛ ላላገኝ ስለሚችል። ስለዚህ እነሱን በእንክብካቤ የሚይዝ ከሆነ እነሱም በጥሩ ሁኔታ የሚይዝ ከሆነ ሌሎችን ደንበኞች የማግኘት እድል አለኝ ማለት ነው ስለዚህ ሌሎችን ደንበኞች ለማግኘት እድሎችን ለመሳብ የድሮ ደንበኞችን ወይም ደግሞ ከእነሱ ጋር መስራት አለብኝ ማለት ነው ስለዚህ ከእነሱ ጋር የምሰራ ከሆነ ሌሎች ደንበኞችን ይዘውልኝ ይመጣሉ ስለዚህ ከእነሱ ጋር መሰራት። ስለዚህ ድርጅቴም ሊያድግ ይችላል አንድም ትርፋማነቴ ማንንቴ ሊያድግ ይችላል ማለት ነው ስለዚህ 'ከደንበኞችህ ጋር ትሰራለህ ወይ?'' ለሚለው ጥያቄ አዎ እሰራለሁ ምክንያቱም ከእነሱ ጋር መስራቴ አንደኛ ብዙ ልምዶችን ለማግኘት፤ ሁለተኛ ደግሞ የተለያዩ እውቀቶችን የተለያዩ ነገሮችን ለመገበየት ስለሚጠቅመኝ እና ማለት ነው ስለዚህ የተለያዩ እውቀቶችን ጥበቦችን ለማግኘት ከእነሱ ጋር ብሰራ መልካም ይሆናል ብዬ አስባለሁ ከዛ በተጨማሪ እንግዲህ ደንበኞች ጋር መስራት ምንድነው ጥቅሙ? ቢባል እንግዲህ ደንበኞች ማለት ለእኛ ታማኞች ናቸው ደንበኞች ማለት ከእኛ ሁል ጊዜ የሚገዙን ወይም ደግሞ የሚገለገሉብን ናቸው። ስለዚህ እነሱ ብዙ ለእኛ ውለታ የዋሉልን ሊሆኑ ይችላ፣ ስለዚህ ከእኛ ጋር በደንብ መግባቡ ሊሆኑ ይችላሉ ከእኛ ጋር ብዙ ቁርኝነት ያላቸው ሊሆኑ ይችላሉ። ስለዚህ ከእነሱ ጋር የምሰራ ከሆነ እኔንም አያጎዱኝም እኔም እነሱን ላልጎዳቸው እችላለሁ ስለዚህ ሳንጎዳዳ በመከባበር፤ በመተባበር ፦አንድ ላይ እንግዲህ ብንሰራ ውጤታማ የመሆን እድላችን ከፍተኛ ይሆናል ማለት ነው። ስለዚህ ከሌሎች ጋር ከአዲስ ሰዎች ጋር ከምሰራ ከማላውቃቸው ሰዎች ጋር ከምሰራ ከደንበኞች ጋር ብሰራ የተሻለ ይሆናል ማለት ነው ምክንያቱም ከሌሎች ሰዎች ጋር የምሰራ ከሆነ ልጭበረበር እችላለሁ ምክንያቱም አላውቃቸውም። ስለዚህ ስር ማላቃቸው እነሱ ሊያጭበረብሩኝ ይችላሉ ማለት ነው ስለዚህ ጥሩ ጎናቸውን ስለማላውቀው ምክንያቱም መጥፎ ጎናቸውንም አላውቀው ማለት ነው። ስለዚህ መጥፎ ጎናቸውንም ጥሩ ጎናቸውንም ስለማላውቀው እነሱ መጥፎ ሰው ሊሆኑ ይችላሉ ስለዚህ መጥፎ ሰው ከሆኑ ደግሞ የኔን ድርጅቴንም እዛው ገደል ይገባሉ ማለት ነው ስለዚህ የኔን ድርጅቴ እንዳይከስር የኔ ድርጅት እንዳይከስር ከድሮ ደንበኞች ጋር ብሰራ የተሻለ ውጤት ይሆናል ወይም ደግሞ በዛው ይቀጥላል ነው የሚሆነው። ነገር ግን አዲስ ሰራተኞች ጋር የምሰራ ከሆነ ወይም ደግሞ አዲስ ደንበኞች ጋር የምሰራ ከሆነ ድርጅቴም ሊካሰር ይችላል እኔም ከስራ ከገበያው ልወጣ እችላለሁ ማለት ነው። ስለዚህ ከገበያው ላለመውጣት ወይም ደግሞ ድርጅቴን ለማሳደግ ከዱሮ ደንበኞች ጋር ወይም ከደንበኞች ጋር ብሰራ የተሻለ ምርታማነትና ውጤታማነት አገኛለሁ ማለት ነው

እሺ የምትወደው ፍራፍሬ ምንድነው? የሚል ጥያቄ ነው የደረሰኝ እንግዲህ የምወደው ፍራፍሬ እንግዲህ ምንድነው? ቢባል የምወደው ፍራፋፍሬ እንግዲህ ሙዝ እወዳለሁ፤ ሙዝ እንግዲህ በጣም ጣፋጭ እና በጣም ለጤና ተስማሚ የሆነ የፍራፍሬ አይነት ነው። እንግዲህ ሙዝ የምናገኘው ከሙዝ ዛፍ ነው። ከሙዝ ዛፍ ላይ እንተክላለን። የሙዝ ዛፉን ተክለን። ከዛ በኋላ ያ ሲበቅል እንግዲህ ሙዝ ያፍራል ማለት ነ። ያ ሙዝ እንግዲህ እንቆርጥና እንደብቀዋለን ማለት ነው። በጭድ ሸፍነን በማዳበሪያ አድርገን እንግዲህ የሆነ ቦታ ላይ እናስቀምጠዋለን። ማለት ነው እንግዲህ ያ ሲበስል እንግዲህ አውጥተን ለመሸጥም ሆነ ለመብላት ያገለግላል ማለት ነው። እንግዲህ ያንን ስበለው እንልጠውና ያንን ሞዝ እንግዲህ በአግባቡ እንበላዋለን ማለት ነ። ከዛ በተጨማሪ እንግዲህ ያን ሙዝ እንግዲህ ስንበላ ብዙ ጥቅሞች እናገኛለን። ያ ሙዝ እንግዲህ ብዙ ጥቅሞች አሉት ምክንያቱም እነዛ ሙዞች ስንበላቸው እንግዲህ አንደኛ ቁመትን ሊያሳድጉ ይችላሉ፣ ሁለተኛ ደግሞ ጥንካሬን ይሰጣሉ፣ ሶስተኛ ደግሞ በውስጥ ያሉት ንጥረ ነገሮች ለአእምሮአችን ተስማሚ፣ ለጤ ለሰውነታችን ገንቢ ሊሆኑ ይችላሉ። ማለት ነው ስለዚህ እነዛን ንጥረ ነገሮች ለማግኘት ስንል ሙዘን እንበላለን ማለት ነው። የምትወደው ፍራፍሬ ምንድነው? ለሚለው ሁለተኛው ደግሞ እኔ የምወደው ፍራፍሬ እንግዲህ ሁለተኛው ምንድነው ቢባል? እንግዲህ ማንጎ ነው። ማንጎ እንግዲህ ማንጎ ዛፎች ላይ የሚገኝ እንግዲህ በክረምቱ ወቅታ የሚደርስ የማንጎ አይነት ነው። ስለዚህ ያ ማንጎ ስንበለው እንግዲህ እንልጠዋለን ስንልጠው ያማንጎር ትልቁ ውስጡ ላይ ትልቅ ፍሬ አለ። ያን ፍሬ ሳንነካ ከላይ ከላይ ያለውን ብቻ በልተን አንጥለዋለን ማለት ነው። ያ እንግዲህ የጣልነው ፍሬ ከእንደገና ማንጎ ሆኖ የሚያድግ የፍሬ አይነት ነው ማለት ነው። ስለዚህ ያንን ማንጎ እንግዲህ በጣም ጣፋጭና በጣም ለሰውነት ተስማሚ የሆነ ብዙ ንጥረት ነገሮችን በውስጥ የያዘ የምግ የፍራፍሬ አይነት ነው ማለት ነው። ስለዚህ ያንን እንግዲህ ለመሸጥም ሆነ ለ ለምግብነት እንጠቀመዋለን ማለት ነው። ስለዚህ ያንን ስንጠቀም እንግዲህ ብዙ ጥቅሞችን እናገኝበታለን። ከነዛም ውስጥ እንግዲህ ለጥንካሬ መሆን ይችላል። ለተለያዩ ነገሮች ይጠቅመናል ማለት ነው። ከዛ በተጨማሪ እንግዲህ ምን ፎር ፍራፍሬ ትወዳለህ? ቢባል እንግዲህ አቡካዶ እወዳለሁ። አቡካዶ እንግዲህ በጣም ጣፋጭ እና በጣም እንደ ሰውነታችን ተስማሚ ከእንቁላል ሰባት እጅ ይበልጣል። ተብሎ የሚታሰብ የፍራፍሬ አይነት ነው። እንግዲህ ይሄ ፍራፍሬ እንግዲህ በጣም ሲበሉት ደስ የሚል መልኩ አረንጓዴ የሆነ ሲበስል ግን ነገ ወደ ጥቁርነት የሚቀየር በጣም ደስ የሚል እና ሲበሉት በጣም የሚጣፍጥ የምግብ አይነት ነው። ማለት ነው ስለዚህ የምግብ በብዙ አይነት መልኩ መመገብ እንችላለ። አንደኛ እንደወጥ ሰርተን ልንመገብ እንችላለ፤ ሁለተኛ በዳቦ ልንበረው እንችላለን፤ ሶስተኛ ደሞ ብቻውን ራሱን ልንበላው እንችላለን። ጨው ጨምረን ወይም ደግሞ ስኳር ጨምረን ልንመገበው እንችላለን። ማለት ነው ስለዚህ ይህ ፍራፍሬ እንግዲህ በጣም በብዛት በሀገራችን ላይ የሚገኝ ነገር ግን፤ ብዙ ሰዎች የማይመገቡት የሚሸጡት በብዛት የሚሸጥ የመፍራፍሪ አይነት ነው ማለት ነው። ስለዚህ ይሄን ፍርፋሪ ብንመገበው በጣም ለሰውነታችን ተስማሚ ብዙ ንጥረ ነገሮችን በውስጤ የያዘ በጣም ጣፋጭና ብጡ በጣም አሪፍ የሆነ የፍራፍሬ አይነት ነው። ማለት ነው ስለዚህ ይሄንን ፍራፍሬ ብንጠቀመው በጣም ደስ የሚል የጤና የጤናማ ህይወትን እናገኛለን ማለት ነው። ከዛ በተጨማሪ እንግዲህ ምን ፍራ ፍሬ ትወዳለህ? ለሚለው ጥያቄ እንግዲህ እኔየምወደው ፍራፍሬ ምንድነው? ይባል እኔ ምወደው ፍራፍሬ እንግዲህ ምንድነ? ይባል እኔ የምወደው ፍራፍሬ ማንጎ፣ አቡካዶ ነው አቡካዶ እንግዲህ አቡካዶ ብያለሁ ማለት ፓፓያ ነው ፓፓያ እንግዲህ ትልልቅ ዛፎች ላይ የሚገኝ በጣም ረዣዥም የሆኑ ዛፎች ላይ የሚገኝ በጣም ትልቅ የሆነ እንደ ዱባይነት የሚመስል ነገር ግን ስንከፍለው ውስጡ ቀይ የሆነ ሲበሰል ቀይ የሚሆን ከዛ ያንን ስበለው በጣም የሚጣብጥ በማንኪያ ነው የሚበለው በጣም ደስ የሚል በጣም ውበት ያለው ሲያዩት ራሱ ግርማ ሞገስ ያለው ሴትና አንድ የሚባል ያለው እና ያንን አቡካዶ ብንበለው እና በውስጥ ያሉት ፍሬዎቹ ደግሞ ለመድኃኒትነት የሚሆኑ በጣም ደስ የሚል አለው ማለት ነው። ስለዚህ ያንን ነገር ብንበለውና ያንን ፈሪውን ደግሞ ለመዳኒት ነው ብንጠቀመው በጣም አሪፍ ይሆናል። ብዬ የማስበው ነገር ነው። ስለዚህ ይሄን ነገር እነዚህን ፍርፋሬዎች ፍራፍሬዎች እየበላን ብን ብንከርም ወይም ደግሞ እነዚህን ፍራፍሬዎች ብንመገባቸው በጣም ጠቃሚውና ለጤና ተስማሚ የሆኑ ናቸው ማለት ነው። ስለዚህ የምትወደው ፍራፍሬ ምንድነው? ለሚለው ጥያቄ እኔ የምወዳቸው ፍራፍሬዎች ብዙ ናቸው። ከነዛም ውስጥ እንግዲህ አንደኛው ሞዝ ነው። ብያለሁ ሁለተኛው ደግሞ አቡካዶ ነ። ሶስተኛው ደግሞ ማንጎ ነው። አራተኛው ደግሞ ፓፓያ ነው። ሌሎችም አሉ እና አናናስ አሉ። የተለያዩ ደግሞ ብርቱካኑ አሉ። ሎሚ አሉ። የተለያዩ የምግብ የፍራፍሬ አይነቶች አሉ ማለት ነው። እንግዲህ እነዚህን ለመሸጥም ሆና ለገቢ ምንጭነት አንድም ለተለያዩ በምግብነትም እንጠቀማቸዋለን። ማለት ነው። ስለዚህ እነዚህን ስንጠቀማቸው ጥሩ ጤና እናገኛለን ማለት ነው።

እሺ እንግዲህ በምን ሰዓት እተኛለሁ የሚል ጥያቄ ነው? የደረሰኝ እንግዲህ በምን ሰዓት እንተኛለን ለሚለው እንግዲህ እኛ በማታ ጊዜ ወይም ደግሞ ሲመሽ ወይም ደግሞ ከብቶች ሲገቡ ይባላል በገጠሯ አጠራር እንግዲህ ጨለማ ሲሆን ወይም ደግሞ ብርሃን እንግዲህ ፀሀይ ስትጣልቅ እንተኛለን ማለት ነው። እንግዲህ እኛ የምንተኘው ሶስት ሰዓት ወይም ደግሞ አራት ሰዓት አካባቢ ልንተኛ እንችላለን እንግዲህ እንደ ሁኔታው ይወሰናል የሆነ ስራ ካለን ወይም ደግሞ በጣም ፊልም ከምናይ ከሆነ ልናመሸ እንችላለን ነገር ግን ባዘቦት ቀን ወይም ደግሞ በሌላው ቀን በማናመሽበት ቀን እንግዲህ አራት ሰዓት ላይ እንተኛለን ማለት ነው። ስለዚህ እኛ የምንተኛበት ሰዓት በምን ሰዓት እተኛለሁ የሚለው ኬዝ እንግዲህ እኔ የምተኛበት ሰዓት በአራት ሰዓት ወይም ደግሞ ከዛም አልፎ ጥናት በሚኖርበት ሰዓት እንግዲህ አንዳንድ ጊዜ ፈተና ይደርሳል ፋይናል ፈተና ሊኖር ይችላል የዛኔ ማጥናት ሊኖርብኝ ይችላል ብዙ የማጠናቸው ነገሮች አሉ እንግዲህ ብዙ ትምህርት ነው። የምማረው እኔ ዩኒቨርሲቲ ውስጥ እንግዲህ ብዙ ትምህርት መማር አለብኝ ማጥናት አለብኝ እንግዲህ አስታይመንቶችም የክፍል ቤት ስራዎችም ምናምን ስለሚኖሩ እነዛን እንግዲህ መስራት ስላለብኝ እንግዲህ ላመሽ እችላለሁ ያን ጊዜ እስከ ሰባትም እስከ ስምንትም ላመሽ እችላለሁ። እንግዲህ ላመሽ የምችለው በእንቅልፍ ያስቸግረኛል በርግጥ እንቅልፍ ያስቸገረኝ እየታገልኩ ከእንቅርፍ ጋር እየታገልኩ ብዙ ነገሮችን መስዋዕት አድርጌ ነው ላመሽ የምችለው ስለዚህ። ያን ጊዜ እንግዲህ ሳመሽ ብዙ እንትኖች ያጋጠሙኛል ችግሮች ያጋጠሙኛል እና እዛ ምንድን ናቸው? ይባል የተለያዩ መሰናክሎች ያጋጥሙኛል አንደኛው እንግዲህ እንቅልፍ ነው እንቅልፍ እንግዲህ በጣም ያስቸግረኛል እኔን በእንቅልፍ ሲያስቸግረኝ ጥናት ጋር ያስተጓጉልብኛል ማለት ነው። ስለዚህ እኔ እንቅልፍ እንዳይወስደኝ ወይም ደግሞ ቶሎ እንዳልተኛ ቡና ጠጥቼ እገባለሁ ማለት ነው። እንግዲህ ቡናው አሪፍ ስለሆነ እስከ ስምንት ሰዓት ወይም ደግሞ እስከ ዘጠኝ ሰዓት እንቅልፍ እንዳይወስደኝ ያደርጋል ማለት ነው። ስለዚህ እኔ በአግባቡ ትምህርቴን አጥንቼ ወይም ደግሞ የምሰራውን ነገር ሁሉንም ነገር ሰርቼ አጠናቅቄ እንግዲህ ስምንት ሰዓት ወይም ዘጠኝ ሰዓተኛ አለው ማለት ነው። ነገር ግን ትምህርት በማይኖረኝ ሰዓት ወይም ደግሞ ፈተና በማይኖረኝ ሰዓት አምስት ሰዓትም አራት ሰዓትም እተኛለሁ ማለት ነው። ስለዚህ እንደ ዩኒቨርሲቲ ተማሪ እንደ ስራ ያለው ሰው ነገር ግን እስከ ስምንት ሰዓት እስከ ሰባት ሰዓት መቆየት በጣም የተለመደ ነገር ነው ማለት ነው። ስለዚህ እነዛን ነገሮች ከእነዛ አንፃር ማየት ይገባል ማለት ነው። ስለዚህ አንድ ሰው እንግዲህ የሚተኛበት ሰዓት ሁለት ሰዓትም ሊሆን ይችላል ሶስት ሰዓትም አራት ሰዓትም ሊሆን ይችላል ግን እንደ ስራ ወይም ደግሞ እንደ ሰውየው ውሎ ይወሰናል ማለት ነው። ስለዚህ የሚሰራው ነገር ታይቶ የሚወ የሚሰራው ነገር የሚውልበት ነገር አንዳንድ ሰዎች እንግዲህ ገበያ ሊውሉ ይችላሉ ገበያ እንግዲህ በጣም ያደክማል የተለያዩ ነገሮች ጋር ሲታገሉ ደንበኞች ጋር ሲሸጡ ሲገበያዩ ውለው ሲደራደሩ ውለው ሲከራከሩ ውለው እንግዲህ ያን በጣም ይደክማቸዋል ያን ጊዜ እንግዲህ ማታ መጥተው ማረፍ አለባቸው ማለት ነው። እነዚህ እንግዲህ ሶስት ሰዓት መጥተው ሊተኙ ይችላሉ ማለት ነው። ስለዚህ ይደክማቸዋል በጣም ሰለሚ ይደክማቸዋል አእምሮአቸውም ሰውነታቸውም ስለሚዘል ስለዚህ በዛን ጊዜ እንግዲህ ስለሚደክማቸው ቶሎ ሊተኙ ይችላሉ ማለት ነው። ነገር ግን የአእምሮ ስራ ነው የሚሰሩ እንደ ተማሪዎች እንደ ሌሎችም ደግሞ የማታ ሰራተኞች ደግሞ በማታ ሲሰሩ ያድሩ እና ልክ እንደ ዘበኞች አሁን በማታ ሲሰሩ ያድራሉ በማታ ሲጠብቁ ያራሉ ከዛ ቃንም ይተኛሉ ማለት ነው። ስለዚህ ቀን በመተኛት ጊዜያቸውን እያፈራረቁ እንግዲህ ይጠቀማሉ ማለት ነው። ስለዚህ በምን ሰዓት ትተኛለህ ለሚለው ጥያቄ እንደ ሰው አኳኋን ወይም ደግሞ እንደ ሰው ፀባይ እንደ ሰው ሁኔታ እንደ ሰው ስራ ቢወሰንም ነገር ግን እኔ የምተኛበት ሰዓት እንግዲህ እኔ ተማሪ ስለሆንኩ አንዳንድ ቀን ትምህርት በማይኖረኝ ሰዓት ወይም ደግሞ በክረምት ሰዓት ወይም ደግሞ በእረፍት ጊዜ እንግዲህ እኔ ልተኛ የምችለው አራት ሰዓት ወይም አምስት ሰዓት ልተኛ እችላለሁ ከዛ በተረፈ እንግዲህ በትምህርት ጊዜ ወይም በፈተና ጊዜ ደግሞ በብዛት እንግዲህ እኔ በሰባት ሰዓት ወይም ደግሞ ስምንት ሰዓት ላይ እተኛለሁ ማለት ነው። ስለዚህ እንደ ሰው ሁኔታ እንደ ሰው አስተሳሰብ እንደ ሰው ባህል ወይም ደግሞ እንደ ሰው የስራ መስክ እንግዲህ ሊለያይ ይችላል ማለት ነው። ስለዚህ አንድ ሰው የሚተኛበትን ቦታ ሰዓት ለመናገር ከስራው አንፃር ሊያይ ይገባል ማለት ነው። ስለዚህ ስራው ምን ያህል ያደክማል ስራው መቼ ነው የሚሰራው ማታ ነው ወይስ ጠዋት ነው? የሚሉትን እንግዲህ በዚህ አካ አስተያየት አይቶ በዛ መልክ ሊተገብረው ይገባል ማለት ነው። ስለዚህ እያንዳንዱ ሰው እያንዳንዱ ግለሰብ እንግዲህ የራሱ የሆነ መኝታ ሰዓት ይኖረዋል ያን ጊዜ መኝታ እንግዲህ ለሰው ልጅ አስፈላጊ ነው። ያን ጊዜ እንግዲህ ጥሩ እንቅልፍ ማተኛት አለበት ስለዚህ ጥሩ ጥሩ እንቅልፍን ለማግኘት የተመጣጠነ እንቅልፍ ማግኘት አለበት ማለት ነው። ስለዚህ በምን ሰዓት ትተኛለህ ለሚለው ጥያቄ? እንግዲህ እንደ ሰው እንደ ሁኔታው እንደ የስራ ዘርፉ ቢለያይም ነገር ግን እኔ ተማሪ ስለሆንኩ በእኔ የምተኛበት ሰዓት አራት ሰዓት ወይም ደግሞ አምስት ሰዓት ሊሆን ይችላል ማለት ነው። ስለዚህ ከዛ አንፃር ብናየው መልካም ይመስለኛል ከዛ በተረፈ ደግሞ በምን ሰዓት ትተኛለህ ለሚለው እንግዲህ

እሺ እንግዲህ ሰዎችን እንዴት ታስተዋውቃለህ የሚል ጥያቄ ነው። የደረሰኝ እንግዲህ ሰዎችን የማስተዋውቀው። በተለያየ መልኩ ሰዎችን ማስተዋወቅ ይቻላል። እንግዲህ ሰወችን ማስተዋወቅ መጀመሪያ ምን ይጠቅማል የሚለውን መጀመሪያ እናያለን። እንግዲህ ሰዎች ማስታወቅ ምን ይጥዕቅማል? ሲባል እንግዲህ ጥሩ ግንኙነትን ጥሩ ግንኙነትን ለመፍጠር በማህበረሰቡ ወይም ደግሞ በስራ አካባቢ ዘርፍ እንግዲህ በስራ ኢንቫይሮመንት ወይም ደግሞ በስራ አካባቢ ጥሩ ሁኔታ ለመፍጠር ወይም ደግሞ ጥሩ አስተሳሰብን ጥሩ ግንኙነትን ለመፍጠር እንግዲህ ሰዎችን ልናስተዋውቃቸው ይገባል ማለት ነው። እንግዲህ ሰዎችን እንዴት እናስተዋውቃለን? ወደሚለው ስንሄድ ደግሞ ሰው ነች ሰዎችን እንግዲህ ለምሳሌ እንግዲህ ሰዎችን የምናስተዋውቀው ስራ ዘርፍ ላይ እኮ ነው። ወይም ደግሞ በስራ መስክ ተገናኘን እንግዲህ የዛኔ ሰዎችን ይሄ እንትና ነው ይሄ መላኩ ነው ይሄ ምስጌ ነው። እያልን እንግዲህ በስም እየጠራን ወይም ደግሞ በአለቃችን አማካኝነት እንግዲህ ልናስተዋውቃቸው እንችላለን ማለት ነው። ስለዚህ ሰዎች አዳዲስ ሰዎች ሲመጡ አዳዲስ ሰዎች ሲቀጣሩ ወይም ደግሞ እንደ ትምህርት ቤት አዳዲስ ልጆች ወደ ትምህርት ቤት ሲገቡ በዛ እንግዲህ ሰዎችን ልናስተዋውቃቸው እንችላለን ማለት ነው። ከጓደኛችን ጓደኛችንን እና እያስተዋወቅን ከቤተሰቦቻችን ጋር እያስተዋወቅን ወይም ደግሞ ከስራ ባልደረቦቼ ጋር እያስተዋውቅን ጓደኞቻችን እንግዲህ ጥሩ ግንኙነት ለመፍጠር እንሞክራለን ማለት ነው። ስለዚህ የተለያዩ ሰዎችን የተለያዩ ማህበረሰብን የተለያየ ሁኔታን እንግዲህ በዚህ አማካኝነት ልናስታውቃቸው ወይም ደግሞ ልናገናኛቸው እንችላለን ማለት ነው። ስለዚህ የሰው ልጅ እንግዲህ እንደመሆናችን መጠን የሰው ልጅ ለሰው መድሃኒቱ ሰው ነው። እንደሚባል እንግዲህ ሰዎች እንግዲህ ለሰው መዳኒት ናቸው ስለዚህ ሰው ብቻውን ምንም ሊያደርግ አይችልም። ሰው ብቻውን አለምን መግዛት አይችልም። ስለዚህ ለሰው መድሃኒቱ ሰው ነው። እንደሚባል እንግዲህ ሰዎችን በማስታወቅ ሰዎችን ለጓደኞቻችን ሰዎችን ለስራ ባልደረቦቻችን ያስተዋውቅን እንግዲህ ህይወታችንን ልንመራ ይገባል ማለት ነው። ስለዚህ ሰዎችን እንዴት ታስተዋውቃለህ? ለሚለው ጥያቄ ሰዎችን የማስተዋውቀው በብዙ መንገድ ሊሆን ይችላል። አንደኛ እንግዲህ ሻይ በምጠጣበት ወይም ደግሞ ምሳ በምንበላበት ጊዜ በዛን ሰዓት ወይም ደግሞ በዛን ሁኔታ እቀጥራቸውና ያን ጊዜ እንግዲህ እነሱ ተዘጋጅቶ ይመጣሉ ወይም ደግሞ የማስታውቀውን ሰው አዘጋጅቼ እንግዲህ በዛ አማካኝነት ላስተዋውቃቸው እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ ሰዎችን ደግሞ በቤት እጋብዛቸዋለሁ እንግዲህ በቤት ስጋብዛቸው እንዴት ነው? ቢባል ሰዎችን ከተለያየ ቦታ ወይም ደግሞ ከስራ ቦታ ወይም ደግሞ ከትምህርት ቤት ሊተዋወቃቸው እችላለሁ። እንግዲህ እነዛን ሰዎች የተዋወቅኳቸውን ሰዎች እንግዲህ ቤት በመጋበዝ ወይም ደግሞ ወደ ቤቴ መጋበዝ እንዲተዋወቁ ወይም ደግሞ እንድንተዋወቅ መንገዱን አቀርባለሁ ማለት ነው። ከዛ እነሱም ይተዋወቃሉ እነሱም ደግሞ ወደ ቤታቸው ሊጠሩኝ ይችላሉ። ከዛ እነሱ በመሄድ ትውውቃችንን ማጠንቀር ወይም ደግሞ ማህበርታት እንችላለን ማለት ነው። ስለዚህ ሰዎች ጋር ስንተዋወቅ ሰዎች ጋር ስንግባባ ሰዎች ጋር ስንተባበር እንግዲህ መልካም ግንኙነትን እንፈጥራለን መልካም ሀገርን እንፈጥራለን ነው። ስለዚህ ሰዎች ጋር መግባባት ሰው ጋር ሰዎች ጋር መተባበር እንግዲህ ምን ይጠቅማል የሚባል? ጥሩ ውጤታማ በስራ ዘርፍ እንግዲህ ጥሩ ውጤታማ ለመሆን ትርፋማ ለመሆን ይጠቅማል ማለት ነው። በቤተሰብ ዘንድ ደግሞ ተወዳጅነትን ለማትረፍ ክብርን ለማግኘት የተለያዩ ጥቅሞችን ጉዳቶችንም አብሮ ለማጋራት ይጠቅማል ማለት ነው። ስለዚህ በደስታ ጊዜ የምንደሰት በሀዘን ጊዜ የምን የምን የሚያጽናኑን ጓደኞቻችን ወይም ደግሞ ሰዎች ያስፈልጋሉ ማለት ነው። ስለዚህ እነሱን በአንድ ላይ አድርገን ማስተዋወቅ ያስፈልጋል ማለት ነው። እንግዲህ ሰዎች ለሰው መድሃኒት እንደተባለው እንግዲህ እኔ ሰዎችን እንግዲህ ያለ ሰው መኖር አንችልም። ስለዚህ እነዛን ሰዎች አስተዋውቀን ማገናኘት ያስፈልገናል። ከዛ በተጨማሪ እንግዲህ ሰዎችን የት እናስታውቃለን? ብንል እንግዲህ ክላሱ ወይም ደግሞ ትምህርት ቤት ውስጥ ልናስተዋውቃቸው እንችላለን። እንግዲህ እኔ የማውቃቸውን ጓደኞቼን ሰብስቤ ወደ ሌሎች ጓደኞቼ እወስዳቸውና ከአንድ ላይ የኛ ሰፈር ሊሆኑ ይችላሉ በዛ እናስታውቃቸዋለን ማለት ነው። ስለዚህ በትምህርት በትምህርት ዘርፍ ላስታውቃቸው እችላለሁ። በስራ ዘርፍ ላስታውቃቸው እችህላለሁ። በቤተሰብ ዘንድ ወይም ደግሞ በሰፈር ዘንድ ላስተዋውቃቸው እችላለሁ ማለት ነው። ስለዚህ ሰዎችን እንዴት ታስታውቃለህ? ለሚለው ጥያቄ እንግዲህ በቤተክርስቲያን ሊሆን ይችላል። በቤተክርስቲያን ውስጥ ሰዎችን ይዤ በመሄድ ወይም ደግሞ ቤተክርስቲያን ያሉ ልጆችን በማስተዋወቅ እንግዲህ የተለያዩ ግንኙነቶችን እፈጥራለሁ ማለት ነው። ስለዚህ ግንኙነቶችን ኔትወርኮችን እሚፈጠር ከሆነ እንግዲህ ጥሩ ግንኙነትን እፈጥራለሁ ማለት ነው። ስለዚህ እነዛ ምን ይጠቅሙኛል ቢባል? የተለያየ የስራ ዘርፍ እንዳለ በእነሱ ዘርፍ የስራ ዘርፍ እድልን ያመቻችልኛል። ከዛ በተጨማሪ እንግዲህ የተለያዩ የጓደኝነት ጥቅሞችን አገኛለሁ ማለት ነው። እነዛ ምንድን ናቸው ቢባል? እንግዲህ መረዳዳት መተሳሰብ መተጋገዝ የመሳሰሉ ነገሮችን እንግዲህ በዛ መልኩ ላገኝ እችላለሁ ማለት ነው። ስለዚህ ሰዎችን እንዴት ታስተዋውቃለህ? ለሚለው ጥያቄ እንግዲህ በተለያየ መልኩ ሰዎችን ላስተዋውቅ እችላለሁ። ከዛም አንፃር እንግዲህ ሰዎችን ልተማበርም ላግዛቸውም ልንተጋገዝም እንችላለን ማለት ነው። ስለዚህ ከሰዎች ጋር ግንኙነት መፍጠር በጣም ደስ የሚል ነገር ነው። ብዬ

እሽ እንግዲህ የድምጽ መልእክት ትልካለሁ ወይ? የሚል ጥያቄ ነው የደረሰኝ አዎ የድምጽ መልእክትን እልካለሁ። የድምጽ መልእክት መልእክት እንግዲህ ለምን ይጠቅማል? የድምጽ መልእክት ምን ጥቅም አለው? የድምጽ መልእክት ምን ለምን ያስፈልጋ? የሚሉትን እንግዲህ በምንስ እንደርከዋለን? የሚሉትን እንግዲህ አያይዘን እንግዲህ በዚሁ ለማየት እንሞክራለን። እንግዲህ የድምጽ መልእክት ትልካለህ ወይ? ለሚለው ጥያቄ አዎ የድምጽ መልእክት እልካለህ የድምጽ መልእክት ለምንድነው የምልከው? የድምጽ መልእክት እንግዲህ ለተለያዩ ሰዎች ለተለያዩ ቤተሰቦቼ ሊሆን ይችላል። የተለያዩ ጓደኞቼ ሊሆን ይችላ። ለተለያዩ የስራ ባልደረቦች ሊሆን ይችላል። ለተለያዩ የቤተሰብ ወይም ደግሞ የማህበረሰቡ ክፍሎች ሊሆን ይችላል። እንግዲህ ለደንበኞችም ሊሆን ይችላል። እንግዲህ በዛ አማካኝነት ለተለያዩ ሰዎች መልእክትን እልካለሁ ማለት ነው። እንግዲህ የድምጽ መልእክትን ሰለክ እንግዲህ በቴሌግራም ሊሆን ይችላል። እንግዲህ ድምፄን እቀዳና ድምፄን እቀዳና እንግዲህ የተለያዩ ማስተካከያዎችንም አድርጌ ሊሆን ይችላል። ሳላረግም ሊሆን ይችላል። እንግዲህ ለሰዎች እንግዲህ መላክ እችላለ። ማለት ነው ስለዚህ ሰዎች ያንን ድምጽ ሰምተው የመልእክቱን እንዲረዱ መልእክቱን እንዲያዳምጡ እንግዲህ ጥራት ባለው ድምጽ ጥራት ባለው ጫጫታ በሌለው ድምጽ እንግዲህ ድምፄን ቀድቼ እልክላቸዋለሁ። ማለት ነው እንግዲህ ድምፄን ቀድቼ መላኩ ለምን ይጠቅማል? ቢባል እንግዲህ የተለያዩ መልእክቶችን ለማስተላለፍ የተለያዩ ሀሳቦችን ለማስተላለፍ አዲስ ነገር ከተፈጠረ ለማሳወቅ የተለያዩ መልእቶችን፣ ሰላምታዎችን፣ ደብዳቤዎችን፣ ወይም ደግሞ የተለያዩ ነገሮችን እንግዲህ ለማሳለፍ እንግዲህ የተለያዩ ሀሳቦችን ለማስተናገድ በዛ አማካኝነት እንግዲህ ድምፄን ቀድቼ አልክላቸዋለሁ። ማለት ነው ከዛ በተጨማሪ እንግዲህ ሰዎች እንግዲህ ድምጽን የድምጽ መልእክትን ይላላካሉ። እንግዲህ ስልክ ዋናኛ አላማው እንግዲህ የድምጽ መልእክትን ለማስተላለፍ ነው። ስለዚህ ሰዎች ስልክ ተደዋውሎ እንግዲህ የተለያየ መልእክትን በቃላቸው ይነጋገራሉ። ማለት ነው ስለዚህ እነዛን እንግዲህ እያደረግን እንግዲህ መላክ መላላክ እንችላለን። ከዛ በተጨማሪ እንግዲህ በቴሌግራም ሆነ በማህበራዊ ሚዲያዎች እንግዲህ የተለያዩ መልእክቶችን በድምጽ ልከን መወያየት እንችላለን ማለት ነው። ስለ ሀገር ሊሆን ይችላል። ስለ ቤተሰብ ሊሆን ይችላል፤ ስለ ጓደኝነት ሊሆን ይችላል፤ ስለተያዩ ነገሮች እንግዲህ በምንችለው መጠን በምን ችለው አቅም እንግዲህ የተለያዩ ነገሮችን በዛ እያስተላለፈን እንግዲህ ልንጠቀምበት የምንችለው አንዱ የማህበራዊ ሚዲያ ዘርፍ ነው። ማለት ነው ስለዚህ ያንን ሚዲያ ያንን ሀሳብ እንግዲህ ስንጠቀም ብዙ ጥቅማችን ብዙ ነገሮችን ልናገኝበት የምንችል አንዱ ዘርፍ ነው። ማለት ነው ስለዚህ ይሄንን መተግበሪያ ስንጠቀም ብዙ የመልእክቶችን የድምጽ መልእክቶችን መላላክ የምንችልበት ነው። ማለት ነው ስለዚህ ቴሌግራምን ለብዙ የተለያዩ መልእክቶች የጽሁፉ መሆኑ የድምጽ መልእክት ልንጠቀምበት የምንችል አንዱ መተግበሪያ ነው። ከዛ በተጨማሪ እንግዲህ ፌስቡክ ሊሆን ይችላል፤ የተለያዩ ኢንስታግራም፤ ቴሌግራም እንግዲህ የተለያዩ ማህበራዊ ሚዲያዎች አሉ። በዛ አማካኝነት እንግዲህ ራካ ሰዎች ጋር በድምጽ ልንግባባ ወይም ደግሞ መልእክት ልንላላክ የምንችልበት አጋጣሚ አለ። ማለት ነው እንግዲህ እነዚህ መልእክቶች ምንድነው ጥቅማቸው? ምንድነው ተግባራቸው? ብለን ብናይ እንግዲህ እነዚህን መልእክቶች እንግዲህ የምንልከው አንደኛ ለቤተሰብ ዘመድ ለማቅረብ ይሆናል። እንግዲህ የተለያዩ መልእክቶችን እንዴት ነህ? ደና ነህ ወይ? ጤንነት እንዴት ነው? የሚሉ መልእክቶችን እንግዲህ በያዘ መልኩ እንግዲህ የተለያዩ ስለ ጤንነታቸው ስለ ሀገር ሁኔታ፤ ስለ ማህበረሰቡ ሁኔታ፤ ሳላሉበት ሁኔታ፤ ስለ ስለ ቤተሰቦቻቸው፤ እንዲሁም ስለ ዘመዶቻቸው፤ እንግዲህ የምንጠይቅበት የሰላምታ የሰላምታ መልእክትን የምንልክበት አንዱ መልእክት ነው። ማለት ነው ከዛ በተጨማሪ እንግዲህ ስለ ስራ የምናወራበት ሊሆን ይችላል። እንግዲህ በድምጽ መልእክት እንግዲህ የተለያዩ የስራ ጉዳዮችን ልናወራ እንችላለን። ስራው እንዴት እንደሄደ? ስራው ምን እንደሚያስፈልገው? ስለ ምን እንደጎደለ? የተለዩ ነገሮችን እንግዲህ በስልካ በስልካችን አማካኝነት በድምጽ እየቀዳን እንግዲህ ልንላላክ መልእክት እንችላለን። ማለት ነው ከዛ በተጨማሪ እንግዲህ ስለ ጓደኝነት ወይም ደግሞ ስለ ቤተሰብ ወይም ደግሞ ስለ ሀገር ሁኔታም ሊሆን ይችላል። ሀገራችን እንዴት እንደሆነች? ሀገራችን እያደገች ነው ወይስ አይደለም? የሚለውን የተለያዩ መልእክቶችን እንግዲህ መላላክ እንችላለን። ማለት ነው ስለዚህ ይሄንን መልእክት ስንላላክ ይሄንን ጽሁፍ ይህንን የድምጽ መልእክት ስናራቅ ግን በጥንቃቄ መሆን አለበት ምክንያቱም የተለያዩ ጉዳዮች የተለያዩ ሁኔታዎች ስለሚነሱ ስለቤተሰብ ስናወራ ስለምንችል ስለ ጓደኛዬ ላናወራ ስለምንችል ስለዚህ ያንን ለሚገባው ሰው ብቻ መላክ ያስፈልጋል። ማለት ነው ምክንያቱም ያ ነገር ጠቃሚ ነገር ሊሆን ይችላል። ያ ነገር መልእክት አዛል ሊሆን ይችላል። ስለዚህ ያን ነገር በጥንቃቄ ለቤተሰብ ብቻ የምንልክ መሆን አለበት። ምክንያቱም ሌሎች ሰዎች ያንን ማለት ወደ ሌላ ነገር ሊቀይሩብን ስለሚችሉ። ወደ መጥፎ ነገር ሊቀይሩብን ስለሚችሉ ስለዚህ ያንን ነገር በጥንቃቄ ለሚገቡ ሰዎች ብቻ ማድረስ ይጠበቅብናል። ማለት ነው ስለዚህ አሁን የዝራ የስራ ዘርፍ ቢሆን ምክንያቱም የተለያዩ ስለ ስራው አይነት ግንኙነት ወይም ደግሞ ስለ ስራው ብዙ ነገር ጥቅማ ጥቅም ሊኖር ይችላል። እነዛን ነገሮች እንግዲህ ሌላ ድርጅቶች ከሰሙ እንደኛ ሊያደርጉ ስለሚችሉ እኛ የተሻለ ድርጅት ለመሆን የተሻለ ነገር ለማድረግ እንግዲህ የተለየ መልእክት የድምጽ መልእክት እየላክን ለእነሱ እንዲገባ

እሺ ከፀሀይ እንዴት? ትጠበቃለህ የሚል ጥያቄ ነው የደረሰኝ እንግዲህ ከፀሀይ እንዴት መጠበቅ እንችላለን ፀሀይ ማለት ምን ማለት ናት ፀሀይንስ እንዴት ልናመልጣት እንችላለን ፀሀይ ፀሀይ ጥቅሟ ምንድነው ጉዳቷ ምንድነው የሚለውን እንግዲህ ለማየት እንሞክራለን። ስለዚህ ከፀሀይ እንዴት እናመልጣለን የሚል ጥያቄ ነው? እንግዲህ ፀሀይ ማለት መጀመሪያ በሰማይ ላይ የምትወጣ በደመናት ከደመና በላይ የሆነች በጣም የምታበራ በጣም ሞቃት የሆነች በጣም የደመቀች እና የምታቃጥል በስድስት ሰዓት አካባቢ ወይም በሰባት ሰዓት አካባቢ ወደ ወጪ ብንወጣ ወይም ደግሞ ፀሀይ ወዳለበት ቦታ ብንወጣ በጣም የምታቃጥለን አናታችንን እንድታዞረን የምትችል በጣም ሙቀት ያላት ናት ማለት ነው። ብርሃኑም በዛው ልክ የደመቀ ናት ስለዚህ ይቺን ፀሀይ እንግዲህ ፀሀይ እንላታለን ማለት ነው። ስለዚህ ይቺን ፀሀይ እንግዲህ ብዙ ጥቅሞችን ብዙ ጉዳቶችም አሏት እንግዲህ ፀሀይ የምትወጣው በምስራቅ ጠዋት ትወጣለች በምስራቅ ወጥታ እንግዲህ በምዕራብ እንግዲህ ማታ ትጠልቃለች ማለት ነው። ስለዚህ ይቺ እንግዲህ የፀሀይ ሂደቷ ነው እንግዲህ ፀሀይ አናት ላይ ስትሆን ወይም ደግሞ ስድስት ሰዓት ላይ ማዕከል ላይ ስትሆን እንግዲህ በጣም ራሳችን ላይ የምትወጣበት ሰዓት ነው ማለት ነው ስለዚህ በዛን ጊዜ በጣም ታቃጥላለች በጣም ትሞቃለች በጣም ታነዳለች ማለት ነው። ስለዚህ በዛን ጊዜ እንግዲህ ብዙ ጉዳቶችን ልታቀጥል ልታስከትል ትችላለች። በዛን ጊዜ በጣም ታቃጥላለች ስለዚህ ብዙ ጉዳቶችን እንድታመጣ ትችላለች። ከነዛ መካከል እንግዲህ በፀሀይ ላይ የምንወጣ ከሆነ ራሳችንን ሊያመን ይችላል ምክንያቱም ሙቀቷ ሀይለኛ ስለሆነ ስለሚያቃጥለን እንግዲህ ሙቀቷ በዛ ጊዜ በጣም ሀይለኛ ሙቀት ስለሚሆን ሊያመን ይችላል ማለት ነው። ከዛ በተጨማሪ እንግዲህ ደግሞ ምን እናደርጋለን መሰላችሁ ጥቅሙንም እናያለን እንግዲህ ጥቅሟ ምንድነው ቢባል ፀሀይ እንግዲህ ጥቅሟ የተለያየ ጥቅም አላት። ከነዛም ውስጥ እንግዲህ አንደኛው ጥቅሟ ሙቀትን የመስጠት ጥቅም ነው እንግዲህ የሰው ልጅ ፀሀይንን ሳያይ ወይም ደግሞ ያለ ፀሀይ ሊኖር አይችልም ምክንያቱም የሰው ልጅ ፀሀይን የማያያት ከሆነ ክዋሻኮር ይዘዋል ወይም ደግሞ የተለያየ በሽታወች ሊይዙት ይችላሉ ምክንያቱም ሙቀት ለሰው ልጅ በጣም አስፈላጊ ነገር ነው። ስለዚህ ፀሀይ እንግዲህ አንደኛ ጥቅሟ እንግዲህ ሙቀትን መስጠት ነው። እንግዲህ ፈጣሪ በምን በሰማይ ላይ ሲያኖራት እንግዲህ ፀሀይን ለተለያዩ ጥቅሞች ነው እነዚህም ውስጥ እንግዲህ አንዱ ለሙቀቷ ነው ሙቀት አላት ከዛ በተጨማሪ ደግሞ ፀሀይ እና ዋናኛው ጥቅሟ እንግዲህ ምንድነው ቢባል ፀሀይ እንግዲህ በጣም ብርሃን አላት ያ ብርሃን እንግዲህ በቀን ያበራል ስለዚህ በቀን እንድታበራለን ፀሀይን ፈጠራት ማለት ነው። ስለዚህ ፀሀይ እንግዲህ በጣም በጣም ደማቅ የሆነ ብርሃኗ በየትም በኩል ቤት ውስጥ የሚገባ በጣም ደስ የሚል ብርሃን ያላት እና በጣም ተወዳጅ የሆነች እንግዲህ ፀሀይ ናት ማለት ነው። ስለዚህ ህፃናት በጧት ወጥተው ብርሃኗን የሚሞቁ አዛውንቶች በጧት ወጥተው ብርሃኗን የሚኮመኩሙ እንግዲህ እነዚህ ፀሀይ ናት ማለት ነው። ስለዚህ ይቺን ፀሀይ ብዙ ጥቅሞች አሏት ከነዛም ውስጥ እንግዲህ አንዱ ጥቅሟ ብርሃንን ለሰው ልጆች መስጠት ነው ማለት ነው። ስለዚህ ይህ አንደኛው ሁለተኛው ጥቅሟ ነው ማለት ነው። ከዛ በተጨማሪ እንግዲህ ፀሀይ ምን ምን ጥቅም አላት? ቢባል እንግዲህ ፀሀይ እንግዲህ ሰብልን የማድረስ የማብሰል ወይም ደግሞ ሰብልን ለልምላሜ ማብቃት የምትችለው እንግዲህ ፀሀይ ናት። እንግዲህ ሰዎች ያለ ፀሀይ መኖር እንደማይችሉ ሁሉ እጽዋትም ዛፎችም እንስሳትም እንግዲህ ያለ ፀሀይ መኖር አይችሉም ስለዚህ እንስሳት እንዲኖሩ እጽዋት እንዲኖሩ የሰው ልጅም እንዲኖር ፀሀይ ታስፈልጋለች ማለት ነው። እንግዲህ በፀሀይ አብስሎ በዝናብ አብቅሎ እንግዲህ ፈጣሪ ይቺን አለም ይመግባታል እንደሚለው ቃሉ ያ እንግዲህ እዚህ ሀገር እዚህ ላይም እንግዲህ ሳሮች እንዲበቅሉ እጽዋት እንዲለመልሙ እንግዲህ ፀሀይ ታስፈልጋለች ማለት ነው። ከዛ በተጨማሪ እንግዲህ የፀሀይ ጥቅሟ ምንድነው? ቢባል እንግዲህ ፀሀይ እንግዲህ የተለያዩ ልብሶችን የተለያዩ እርጥብ ነገሮችን ለማድረቅ ትጠቅማለች ማለት ነው። እንግዲህ እኛ ልብስ ስናጥብ ወይም ደግሞ እኛ ልብስ እናጥባለን ያለን ልብስ እንግዲህ ለማድረቅ የምንጠቀመው እንግዲህ ገመድ ላይ በማስጣት የፀሀይን ብርሃን ወይም ደግሞ የፀሀይን ጨረር በመጠቀም ነው ማለት ነው። ስለዚህ የተለያዩ ልብሶችን አጥበን የተለያዩ እቃዎችን አጥበን እንግዲህ ፀሀይ ላይ እናደርቃለን ስለዚህ ያን ነገር እንዲደርቅልን ያን ነገር እንዲደርቅልን እንግዲህ የፀሀይ ብርሃን ያስፈልገናል ማለት ነው። ስለዚህ አራተኛው ጥቅሟ የፀሀይ እንግዲህ ምንድነው? ቢባል ብርሃኗ ወይም ደግሞ ልብስ የማድረቅ ችሎታዋ ነው ማለት ነው። ስለዚህ ተፀሀይ እንዴት ትጠበቃለህ? ለሚለው ጥያቄ እንግዲህ ከፀሀይ እንዴት እንጠበቃለህ የሚለው ጥያቄ በቤት ውስጥ በመሆን ወይም ደግሞ ጥላ ስር ወይም ደግሞ ዛፍ ስር በመሆን እንግዲህ ከፀሀይ ማምለጥ ይቻላል ማለት ነው። ስለዚህ የተለያዩ ጥላዎች አሉ የተለያዩ ዛፎች አሉ ከነዛ ስር በመቀመጥ ወይም ደግሞ ቤት ውስጥ በመቀመጥ እንግዲህ የተለያዩ ዳሶች አሉ እነዛ ውስጥ በመቀመጥ እንግዲህ ከዛ ሀይል ልናመልጥ እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ደመና ፀሀይን ይጋርዳታል በዛን ጊዜ ሳር ላይ ብንሆንም የተለያዩ ቦታዎች ላይ ብንሆንም አታቃጥለንም ማለት ነው። ስለዚህ ፀሀይን እንዴት ትጠብቃታለህ? ወይም ደግሞ ከፀሀይ እንዴት ትጠበቃለህ? ለሚለው ጥያቄ ብዙ ነገሮች ቢኖሩም አንደኛው እንግዲህ ቤት ነው ሁለተኛው ደግሞ ዛፎች ጥላ መጣለል እንግዲህ ብዙ ጥቅሞች አሉት ማለት ነው

እሺ እንግዲህ በብእር ወይስ በእርሳስ ትጽፋለህ የሚል ጥያቄ ነው? የደረሰኝ እንግዲህ የሰው ልጅ በብእር ማለት ምን ማለት ነው በእርሳስስ ማለት ምን ማለት ነው የሚሉትን እንግዲህ? መጻፍስ ማለት ምን ማለት ነው የሚሉትን እንግዲህ መጽሐፍ ጥቅሙ ምንድነው? አለመጻፍስ ይቻላል ወይ? እንደዚህ የሚሉትን በተመሳሳይ እንግዲህ ለማየት እንሞክራለን በአጠቃላይ እንግዲህ እነዚህን እናያቸዋለን ማለት ነው። እንግዲህ በብእር ወይስ በእርሳስ ትጽፋለህ የሚለው ጥያቄ እንግዲህ እኔ መጀመሪያ ብእር ማለት ምን ማለት ነው? ብእር ማለት ማለት እንግዲህ እስክርቢቶ ሊሆን ይችላል በእኛ አጠራር እስክርቢቶ እንለዋለን። ከዛ በተጨማሪ እንግዲህ ብእር እንግዲህ ከተለያዩ ቀለሞች ተደባልቆ ከተለያዩ ቀለሞች ከቀይም ሊሆን ይችላል ከጥቁርም ሊሆን ይችላል ከአረንጓዴም ሊሆን ይችላል የተለያዩ ቀለሞች እንግዲህ። ወጥተው በነዛ የምንጽፍበት ወይም ደፍተር ላይ የምንጭርበት ወይም ደግሞ የተለያዩ ቅርጾችን እየሰራን የምንጽፍበት ሁኔታ ነው ማለት ነው። ስለዚህ ያ ብእር እንግዲህ ወይም ደግሞ ያስክርቶ እንግዲህ ብእር ይባላል ማለት ነው። ከዛ በተጨማሪ እንግዲህ በእርሳስ ማለት እንግዲህ እርሳስ ማለት ደግሞ የተለያየ ማዕድናት ወጥቶ ከነዛ ላይ የሚሰራ አይነት ሲሆን ጥቁር ብቻ ነው ከለሩ እንደ ጥቁር አይነት ነው ወደ ጥቁር የራስ እርሳሳ አይነት ከለር ነው። ራሱን የመሰለ ከራለሁ ስለዚህ ያንን እንግዲህ ለብዙ ነገሮች ስዕል ልን ስንል ለስዕሎች ብዛት እንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ ትጽፋለህ መጽሐፍ ማለት ደግሞ የተለያዩ የተለያዩ ቅርጾችን እየሰራን የተለያዩ ነጥቦችን እያገናኘን የተለያዩ አመስመሮችን ያገናኘን እንግዲህ ሰሌዳ ላይ ወይም ጥቁር ሳሌዳ ሊሆን ይችላል። ወይም ደግሞ በቾክ ወይም ደግሞ ደፍተራችን ላይ ይሆናል በስክርቢቶ በእርሳስ ወይም ደሞ በብእር የምንጽፈው ደግሞ የስዕል ሰሌዳ ላይ ሊሆን ይችላል የተለያዩ ቦርዶች ላይ ሊሆን ይችላል ወይም ደግሞ የተለያዩ መሳያዎች ላይ ወይም ደግሞ እንትኖች ላይ ሊሆን ይችላል። ከዛ ያንን ነገር ስንጽፈው መስመሮችን ስናገናኝ ዶቶችን ስናገናኝ ያን ጊዜ እንግዲህ ምን ይባላል እየጻፍን ነው ይባላል ማለት ነው። ስለዚህ ያንን ነገር ጸሐፍን ይባላል ማለት ነው። ከዛ እንግዲህ ሌላው ደግሞ ምን እናያለን ማለት ነው። ብእር ወይም ደግሞ መጽሐፍ ምንድነው ጥቅሙ በብእር መጻፍ ምንድነው ጥቅሙ በእርሳስም መጻፍ ምንድነው ጥቅሙ የሚሉትን እናያለን። እንግዲህ በብእር መጻፍ ምንድነው ጥቅሙ ሲባል የተለያዩ ኖቶችን የተለያዩ ሀሳቦችን በትምህርት ቤት ሊሆን ይችላል በሌላ ቦታ እንዳንረሳቸው ወይ ደግሞ እንዳንዘነጋቸው በማስታወሻችን ላይ የምንጽፍበት ሂደት ነው ማለት ነው። ስለዚህ በዛን ጊዜ እንጽፋለን ማለት ነው በእስክርቢቶ ልንጽፍ እንችላለን በእእሳስ ልንጽፍ እንችላለን ሁለቱም የመጻፍያ መንገዶች ናቸው። ነገር ግን ለብዙ ነገር ደመቅ ብሎ እንዲታየን ወይም ደግሞ ብዙ ከለር ስላለው በእስክርቢቶ ወይም ደግሞ በብእር ብንጽፍ የተመረጠ ይሆናል ብዬ አስባለሁ። ምክንያቱም እርሳስ የሚያገለግለው ለስዕል ሊሆን ይችላል ወይም ደግሞ ለተለያዩ ቅርጻ ቅርጾችን ለመስራት ሊሆን ይችላል። ከዛ በተጨማሪ ግን እስክርቢቶ ጽሁፎችን ለመጻፍ ማስታወሻቸውን ማስታወሻዎችን ለመያዝ ደመቅ አድርጎ ለመጻፍ አይናችን በስሱ ላያይልን ይችላል የእርሳሱን ነገር ግን በእስክርቢቶ ስንጽፈው ደመቅ ብሎ ስለሚጽፍ ስለዚህ በእስከርቢቶ ብንጽፈው በእስስክርቢቶ ብንጽፍ በተለያዩ ነገሮች ወይም ደግሞ ሰሌዳ ከሆነ በቾክ ብንጽፍ ደግሞ የተመረጠ ይሆናል ማለት ነው። ስለዚህ በደንብ እንዲታየን አድርገን ብንጽፈው በእርሳስም ቢሆን ይታያል ማለት ነው። ስለዚህ እኔ ግን የምመርጠው በስክሪቶ መጽሐፍን በብእር መጽሐፍን ነው። ስለዚህ በብእር መጽሐፍ ብዙ ጥቅሞች አሉት ከነዛም ውስጥ እንግዲህ ደመቅ ብሎ ይታያል አንደኛው ሁለተኛ ደግሞ የተለያዩ ከለሮች ስላሉት በከለሩ አድምቀን በከለሩ አሳምረን ልንጽፈው እንችላለን ማለት ነው። ስለዚህ በደንብ እንዲታይ በደንብ እንዲደምቅልን በእርሳ በብእር ብንጽፈው የተሻለ ጥቅም አለው ብዬ አስባለሁ። ከዛ በተጨማሪ እንግዲህ ምን አለው መሰላችሁ በብእር ትጽፋለህ ወይስ በእርሳስ ትጽፋለህ ለሚለው ጥያቄ? እንግዲህ የተለያዩ መልሶ ሊኖሩ ይችላሉ ከነዛም ውስጥ እንግዲህ ምንድነው ቢባል በብእር መጽሐፍ እንግዲህ ብዙ ጥቅሞች አሉት ነገር ግን እርሳስ እርሳሰን ደግሞ ለስእል እንጠቀመዋለን ማለት ነው። እንግዲህ ስዕል ስንስል የተለያዩ ነገሮችን ስንስል የእርሳሱ ከሆነ ሊጠፋልን ይችላል ምክንያቱም የተለያዩ ስዕሎችን ስለን የተለያዩ ሀሳቦችን አፍልቀን እዛ ላይ ጽፈን ያን ነገር ድጋሚ ማጽፋት ማጥፋት እንችላለን ነገር ግን በስክርቶ ከጻፍነው አንድ ጊዜ ከጻፍነው ሊጠፋልን አይችልም ማለት ነው። ስለዚህ አንደኛ ተግባሩ የእርሳስ ደግሞ ስዕሎችን ለመሳል ወይም ደግሞ ጽፎችን ጽፈን እንዲጠፉልን ለማድረግ ይጠቅምናል ማለት ነው። እንግዲህ ለማጥፋት ከፈለግን ወይም ደግሞ ለማጥፋት ምናስብ ከሆነ እርሳስም ብንጠቀም የተመረጠ ይሆናል ማለት ነው። ስለዚህ በብእር ወይስ በእርሳስ ትጽፋለህ ወይም ደግሞ ትፈልጋለህ የሚለው ጥያቄ? እንግዲህ ለኔ መልስሊሆን የሚችለው ወይም ደግሞ ለኔ ጥሩ ሀሳብ ሊሆን የሚችለው በእርሳስ የምንጽፍ ከሆነ በእስከቢቶ ብንጽፍ ይሻላል ብዬ አስባለሁ። ነገር ግን ስዕል የምንሰል ከሆነ በእርሳስ ብንስል ይሻላል ብዬ አስባለሁ። ምክንያቱም በእርሳስ የምንስል በስክርቶ የምንስል ከሆነ ማጥፋት አንችልም ቢበላሽብን ማጥፋት አንችልም። ስለዚህ በእርሳስ ከሳልን ግን ማጥፋትም ሆነ መሰረዝ እንችላለን ማለት ነው። ስለዚህ ጥሩ ብዬ ማስበው እርሳስ አሪፍ ነው ብዬ አስባለሁ ማለት ነው።

እሺ እንግዲህ የትኛውን የቀኑን ሰዓት ትወዳለህ? የሚል ጥያቄ ነው የደረሰኝ እንግዲህ የቀኑን ሰዓት እንግዲህ ብዙ ሰአቶች አሉ ማለትም ሃያ አራት ሰዓት አለ በቀን ውስጥ እንግዲህ ሃያ አራት ሰዓት አለ ከሃያ አራት ሰዓት ውስጥ የትኛውን ሰዓት ትወዳለህ ለሚ የሚል ጥያቄ ነው የደረሰኝ እንግዲህ ከሃያ አራት ሰዓት ውስጥ እንግዲህ ብዙ ሰአቶችን ልወድ እችላለሁ ነገር ግን በብዛት እንግዲህ የምወደው የትኛውን ሰዓት ነው ቢባል እንግዲህ ጠዋትን እወደዋለሁ ጠዋት እንግዲህ ምን አደርጋለሁ ቢባል በጠዋት ተነስቼ ወደ ቤተክርስቲያን እሄዳለሁ ማለት ነው፤ እንግዲህ በጧት ተነስቼ ፊቴን ታጥቤ ቁርስ ከመብላት በፊት ወደ ቤተክርስቲያን ሄጄ ተሳልሜ እመለሳለሁ ማለት ነው ስለዚህ በጧት ተነስቼ የሚሄድበትን ሰዓት ወደ ቤተክርስቲያን የሚሄድበትን ሰዓት በጣም ደስ የሚለኝ ሰዓት ነው ማለት ነው ከዛ በተጨማሪ እንግዲህ ከቁርስ በኋላ እንግዲህ ትምህርት አለ ትምህርቴን ተምሬ የተለያዩ ኖቶቼን ስልጠናዎችን ሰልጠኛ የተለያዩ ጽሁፎችን ጽፌ ኖቶችን ይዤ እንግዲህ ማስታወሻዎችን ይዤ እመጣለሁ ወደ ቤት ከዛ በኋላ እንግዲህ ስድስት ሰዓት አለ ስድስት ሰዓት ደግሞ ምሳ የምበላበት ሰዓት ነው እንግዲህ የበዛን ጊዜ በጣም ደስ የሚሉ ምግቦችን በጣም ደስ የሚሉ የሚጣፍጡና የሚወደዱ ምግቦችን የምመገብበት ሰዓት ስለሆነ እንግዲህ በዚያ ሰዓት በሰአቱ በጣም ደስ የሚለኝ ሰዓት እንግዲህ የምሳ ሰዓት ወይም ደግሞ በስድስት ሰዓት አካባቢ ሊሆን ይችላል ማጥረው ምክንያቱም ስራ ውዬ ከሆነ ከስራ የማርፍበት ሰዓት ስለሆነ ከዛ በተጨማሪ ደግሞ የተለያዩ እረፍቶችን ወይም ደግሞ የተለያዩ ምግቦችን የምመገብበት ሰዓት ስለሆነ በዛን ጊዜ በጣም ደስ ይለኛል ማለት ነው ከዛ በተጨማሪ እንግዲህ ሰዓት ከሰአት በኋላ እንግዲህ የተለያዩ ስራዎችን ስሰራ ውየ ወይም ደግሞ የተለያዩ ጥናቶችን ሳጠና ውየ የማርፍበት ሰዓት እንግዲህ መቼ ነው ቢባል ወደ አስራ አንድ ሰዓት አካባቢ ነው ወደ አስራ አንድ ሰዓት አካባቢ ከስራ እመልሳለሁ ከስራ ተመልሼ እንግዲህ ወደ ቤተክርስቲያን የምሄድበት ሰዓት ነው ማለት ነው፤ በዛን ጊዜ እንግዲህ የተለያዩ መዝሙሮች ይኖራሉ፤ የተለያዩ ጉባኤዎች ይኖራሉ፤ እነዛ ላይ እንግዲህ መሳተፍ እነዛ ላይ ሙዝሙሮችን ማዳመጥ በጣም ደስ የሚለኝ ሰዓት ነው እንግዲህ በዛን ሰዓት ወደ ቤተክርስቲያን ሄጄ አስራ አንድ ሰዓት ላይ ብዙ ጉድባዮ ጉባኤዎችም ብዙ መዝሙሮችን ሳዳምጥ በጣም ደስ የሚለኝ ሰዓት ያ ነው ማለት ነው ስለዚህ በጣም ደስ የሚሉኝ ሰአቶች አንደኛ ጠዋት የምንነሳበት ከእንቅልፌ ተነስቼ ወደ ቤተክርስቲያን የሚሄድበት ሰዓት ሲሆን ሁለተኛ ደግሞ ወደ ምሳ ሰዓት የምሄድበት ነው ከዛ በኋላ ደግሞ እረፍት ሰዓት ስለሆነ ያ በምሳ ሰዓት እንግዲህ ከስድስት ሰዓት እስከ ሰባት ሰዓት ያለው የምሳ ሰዓት ስለሆነ በዛን ጊዜ እንግዲህ ቤተሰቦቼ ጋር የምገናኝበት ምሳ የምበላበት እረፍት የማደርግበት ሰዓት ስለሆነ በዛ ሰዓት እንግዲህ ደስ ይለኛል ማለት ነው ከዛ በተጨማሪ እንግዲህ ደስ የሚለኝ እንግዲህ በአሥራ አንድ ሰዓት ወይም ደግሞ ወደ ቤት የሚሄድበት ሰዓት ነው እንግዲህ ወደ ቤት ሄጄ ወደ ቤተክርስቲያንም የሚሄድበት ሰዓት ስለሆነ ቤተሰቦቼ ጋር ተገናኝቼ ከቤተሰቦቼ ጋር እንግዲህ ተያይዤ ወደ ቤተክርስቲያን የምሄድበት ሰዓት ነው እና በዛን ጊዜ እንግዲህ ደስ የሚለኝ ሰዓት ነው ማለት ነው ከዛ በተጨማሪ ምን ደስ ይለኛል ደስ የሚለኝ ሰዓት መቼ ነው የሚባል እንግዲህ እራት የሚበላበት ሰዓት ነው እንግዲህ ቤተሰቦቼ ጋር ቀን በድካም የዋልንበትን ቀን በስራ የደከምንበትን ጉልበታችንን አሳርፈን እንግዲህ ቁጭ ብለን ከቤተሰቦቻችን ጋር እየተጨዋወትን እና እየተሳሳቀን እንግዲህ ተለቭዥናችንን እያየን የተለያዩ መልእክቶችን እየሰማን በተለቭዥናችን ከዛ በኋላ የሚጣፍጡ ምግቦችን እየበላን እየተጫወትን ስናሳልፈው እንግዲህ በዛን ጊዜ በጣም ደስ የሚለኝ ሰዓት ነው ማለት ነው ከዛ በተጨማሪ መቸ ደስ ይለኛል ቢባል እንግዲህ የምተኛበት ሰዓት ነው እንግዲህ ስተኛ ማታ ላይ እተኛለሁ እንግዲህ ቀን በድካም የዋልኩትን ሰውነቴን እንግዲህ በድካም የዋልኩትን አይምሮዬን የማሳርፍበት አይምሮዬን ሰላም የምሰጥበት እንግዲህ አንዱ ሰዓት ነው ማለት ነው በዛ ሰዓት እንግዲህ ብዙ እረፍትን የማደርግበት ሰዓት ስለሆነ በመኝታዬ ጊዜ በጣም ደስ ይለኛል ማለት ነው ከአልጋዬ ጋር ስገናኝ ወይም ደግሞ ስተኛ በጣም ደስ የሚለኝ ሰዓት ያ ነው ማለት ነው እንግዲህ እነዚህን የመሳሰሉ ደስ የሚሉ የሰዓት አይነቶች አሉ ማለት ነው ከነዛ ውስጥ እንግዲህ እነዚህን የመረጥኳቸውን ሰአቶች እኔ በጣም የምወዳቸው ወይም ደግሞ ደስ የሚለኝ በነዛን ሰዓት ነው ማለት ነው ስለዚህ እነዛን ሰዓት በአግባቡ ተጠቅሜ በአግባቡ አሳልፌባቸው ስለዚህ አልፌባቸው እዛ እሄዳለሁ ማለት ነው ስለዚህ የትኛውን የቀኑን ሰዓት ትወዳለህ ለሚለው ጥያቄ እንግዲህ በቀን እንግዲህ የተለያዩ ሰአቶች አሉ እነዛ ውስጥ እንግዲህ እኔ የምወደው ልወደውም የሚችለው ሰዓት ቢኖር የትኛውን ነው ቢባል እንግዲህ እኔ ልወደው የሚችለው አንደኛ እንግዲህ አስራ ሁለት ሰዓትን ነው ብያለሁ አስራ ሁለት ሰዓት እንግዲህ ከእንቅልፌ የምነቃበት ከቤተሰቦቼ ጋር እንግዲህ ሰላም ማደሬን የማስርበት የምንበሳ ሰርበት ወይም ደግሞ ፈጣሪን የምናመስግበት ሰዓት ስለሆነ እንግዲህ በዛን ጊዜ በጣም ደስ ይለኛል ማለት ነው ከዛ በተጨማሪ እንግዲህ ስድስት ሰዓት ላይ ከስራ ውየ የምመለስበት ሰዓት ስለሆነ በዛን ጊዜ ምሳ የምበላበት ከቤተሰቦቼ ጋር ድጋሚ የምገናኝበት ሰዓት ስለሆነ በዛ ሰዓትም እንግዲህ በጣም ደስ የሚለኝ ሰዓት ነው ማለት ነው ከዛ በተጨማሪ እንግዲህ ማታ አስራ ሁለት ሰዓት አለ አስራ ሁለት ሰዓት ደግሞ የቀኑን ሙሉ ስራዬን ጨርሼ ወደ ቤተሰቦቼ የምሄድበት ወደ ቤተክርስቲያንም ይዤ በሰላም አሳደረኝ ብዬ የምጸልይበት ያ ሰዓት ነው ማለት ነው ስለዚህ በዛ ሰዓት እንግዲህ በጣም ደስ የሚለኝ ሰዓት ያ ነው

እሺ እንግዲህ ጠዋት ምን ትበላለህ? የሚል ጥያቄ ነው። የደረሰኝ እንግዲህ በጠዋት ሊበሉ የሚችሉ ብዙ ነገሮች አሉ ከእነዛ አምስት እንግዲህ አንደኛው እና ዋነኛው በጠዋት መብላት ማለት ምን ማለት መጀመሪያ ምን ማለት ነው የሚለውን እንግዲህ በጧት ማብላት ማለት ከእንቅልፋችን እንደተነሳን ወይም ደግሞ ፊታችን እንደታጠብን ወዲያው ከእንቅልፋችን ተነስተን የምንማገበው ምግብ እንግዲህ ቆርሶ ወይም ደግሞ ጠዋት የምንመገበው ምግብ ነው ማለት ነው። እንግዲህ ይሄንን ምግብ እንግዲህ በተለያዩ ጊዜያት በተለያዩ የተለያዩ ምግቦችን ልንመገብ እንችላለን። ለምሳሌ እንግዲህ ዩኒቨርሲቲ ውስጥ እንግዲህ እኔ ዩኒቨርሲቲ ውስጥ ነው የምማረው ዩኒቨርሲቲ ውስጥ ስንኖር እንግዲህ የተለያዩ ኮርሶችን በየጊዜው እንበላለን ማለት ነው። እንግዲህ ቁርሶችን ስንበላ እንግዲህ የተለያዩ በጧትም የምንበላቸው አሉ ከዛ በኋላ ደግሞ ምሳም እራትም የምንበላቸው ምግቦች አሉ ማለት ነው። ቀን እዛ ውስጥ እንግዲህ በጧት የምንበላቸው ምግቦች ምንድን ናቸው? ቢባል እንግዲህም የመጀመሪያውና ዋነኛው ምንድነው ቢባል? ሩዝ ነው ማለት ነው። ሩዝ ሩዝ እንግዲህ የሚገኘው የተለያዩ ሰብሎች ውስጥ አንዱ ነው ስለዚህ ሰብሎችን አምርተናል። እነዛን ሰብሮችን አምርተን የምናገኘው የምግብ አይነት ነው ማለት ነው። ስለዚህ ያንን ምግብ ያንን ሁኔታ ተቀብለን እንግዲህ ያንን ምግብ በሻይ አድርገን ከዳቦ ጋር እንበለዋለን ማለት ነው። ስለዚህ ያ ምግብ ምን ይባላል ማለት ነው? ሩዝ ይባላል ማለት ነው። ስለዚህ በጧት ልንባል የምንችለው የምግብ አይነት እንግዲህ አንደኛውና ዋናው እሩዝ ነው ማለት ነው። ከዛ በተጨማሪ ምን እንመገባለን? ምን እንበላለን? የሚለውን ጥያቄ ስናይ ደግሞ የምንመገበው ምንድነው? ቢባል እንትን ነው ማለት ነው ማለት። ዳቦ በሻይ ነው ዳቦ በሻይ እንግዲህ በብዛት የተለመደ ምግብ ነው። ዳቦ ይጋገርና ከዛ በኋላ ያ ዳቦ ተጋግሮ ይመጣል። ከዛ ከበሻይ እየጠቀስን ወይም ደግሞ ወሻይ እያዋሃድን እንግዲህ ያማግን መብራት ነው ማለት ነው። ያን እንግዲህ ሁለተኛ ቁርሳችን ነው ማለት ነው። ከዛ በተጨማሪ እንግዲህ ፍርፍር እንበላለን ፍርፍር እንግዲህ ከእንጀራ የሚዘጋጅ ነው የጥላያዊው እንጀራዎች ተቆራርሰው ቁሌቶች ተሰርተው ከዛ ላይ ተጨምሮ ያንን እንመገባለን ማለት ነው። ያንን ስንመገብ እንግዲህ የራሱ እንግዲህ የሆኑ ጥቅሞች አሉት የተለያዩ ንጥረ ነገሮች አሉት የተለያዩ ውስጡ ላይ የሚገኙ ነገሮች አሉ ማለት ነው። እነሱን ለማግኘት እነሱን ለማግኘት እንግዲህ የተለያዩ ጥቅሞችን የተለያዩ ሁኔታዎችን ለማግኘት እንግዲህ እንመገበዋለን ማለት ነው። ስለዚህ የተለያዩ ጥቅሞችን እናገኝበታለን ማለት ነው። ከዛ በተጨማሪ እንግዲህ ቁርስ ላይ ምን እንበላለን ቢባል? እንግዲህ ቅንጫ እንበላለን ቅንጫ እንግዲህ ከስንዴ የተካካ ስንዴ ላይ የተካካ ስንዴ ተሰርቶ ያንን እንግዲህ እንበለዋለን ማለት ነው። ያንን ስድበራ እንግዲህ ብዙ ጥቅሞች አሉት ብዙ የራሱ የሆነ ጥቅሞች አሉት ማለት ነው። እነዛ ምንድን ናቸው ቢባል? እንግዲህ ቀንጫ ስንበላ ቀንጫን ስናደርግ እንግዲህ ብዙ ጥቅሞች አሉት እነዛ ምንድን ናቸው ቢባል? የራሱ የሆነ ጥቅሞች አሉት ያንን እንግዲህ በጃቦ አድርገን በሻይ ወይም በማንኪያ እያፈስን እንግዲህ አንበለዋለን ማለት ነው። ከዛ በተጨማሪ እንግዲህ በጧት ሊበሉ የሚችሉ እንግዲህ ቤት ውስጥ ከሆነ ደግሞ የተለያዩ የተለያዩ ሩዞች ሊሆኑ ይችላሉ። የተለያዩ ምግቦች አሉ እነዛ ምግቦች እንግዲህ የተለያዩ ምግቦች አሉ እነዛም ምግቦች እንግዲህ በሌላ እንበላቸዋለን

እሺ እንግዲ ስራህን ትወደዋለህ ወይ የሚል ጥያቄ ነው? የደረሰኝ አዎ ስራዬን እወደዋለሁ። ስራዬን እንግዲህ መቼ ትሰራዋለህ ስራህን ለምን ያስፈልጋል? ስራ መቼ መቼ መስራት አለብን። ስራ እንግዲህ የምርትና በዚህ ሀሳብ የተያያዘ እንግዲ የሚመጡ ሀሳቦችን ለማየት እንሞክራለን እንግዲህ ስራህን ትወደዋለህ ወይ የሚለው ጥያቄ አዎ ስራህን እወደዋለሁ? ስራ ማለት ክቡር ነው ስራ ማለት እንግዲህ ብዙ ጥቅሞች አሉት ብዙ ነገር የምናገኝበት ነው ማለት ነው። ስለዚህ ስራን እ ትወደዋለሁ የሚለው ጥያቄ እንግዲህ አወደዋለሁ ምክንያቱም የተለያዩ ጥቅማጥማዎችን የተለያዩ ነገሮችን የማገኝበት ነው። ከእነዛም እንግዲህ አንደኛው ምንድነው? ቢባል ገንዘብ አገኘበታለሁ ማለት ነው። እንግዲህ የምማረው ገንዘብ ለማግኘት ነው የምኖረው እንግዲህ ገንዘብ አግኝቼ በዛ ገንዘብ ደግሞ የተለያዩ ህይወት ለህይወቴ አስፈለጊ የሆኑ ነገሮችን ለሟሟላት ማለት ነው። ስለዚህ የተለያዩ ነገሮችን ለማግኘት የተለያዩ ደስ ደስ የሚሉ በህይወቴ የምመኛቸው ነገሮች ለምሳሌ ቤት ሊሆን ይችላል መኪና ሊሆን ይችላል። የተለያዩ ነገሮችን ለማግኘት እንግዲህ ገንዘብ ያስፈልገኛል ያን ገንዘብ ለመስራት ደግሞ ያን ገንዘብ ለመስራት ደግሞ ምን ያስፈልገኛል? ቢባል ስራ ያስፈልገኛል ማለት ነው። ስለዚህ የተለያዩ ስራዎችን ሰርቼ የተለያዩ ተግባራትን ተግብሬ እንግዲህ ደሞዝተኛ ወይም ደግሞ የራሴን የግል ስራ ሰርቼ እንግዲህ የተለያዩ ገቢዎችን ማግኘት እፈልጋለሁ ማለት ነው። እነዛን ገቢዎችን ካገኘው በኋላ እነዛን ገቢዎችን ካገኘሁ በኋላ ከዛ እየፈለኩትን ነገር መግዛት እችላለሁ ማለት ነው። ስለዚህ ስራህን ትወደዋለህ ወይ ለሚለው ጥያቄ? አዎ ስራዬን በጣም እወደዋለሁ። ምክንያቱም ብዙ ተግባራትን የማድርግበት ነው ስለዚህ ለኔ ብቻ ሳይሆን ለቤተሰቦቼም ሊሆን ይችላል ለማህበረሰቡ ወይም ደግሞ ለሀገርም ሊሆን ይችላል የሚጠቅም ነገር ነው ምክንያቱም ስራን የምንሰራ ከሆነ ስራ የምናደርግ ከሆነ ሀገራችን ልታደርግ ትችላለች ከዛም አልፎ ደግሞ ቤተሰባችን የተሻለ ህይወትን ሊኖር ይችላል ማለት ነው። ስለዚህ ስራህን ትወደዋለህ ወይ የሚለው ጥያቄ? እወደዋለሁ ምክንያቱም የተለያዩ ተግባራትን ለመተግበር የተለያዩ ሙያዎችን ለመማርም ስለሚጠቅመኝ ማለት ነው። ከዛ በተጨማሪ እንግዲህ ካለኝ ገንዘብ ካለኝ የተለያየ ነገር ይኖረኛል ማለት ነው። ከነዛም ውስጥ እንግዲህ አንደኛው ምንድነው? ቢባል የገንዘብ ካለ በሰማይ መንገድ አለ እንደሚባለው እንግዲህ የተለያዩ ጥቅማትሞች ይኖረኛል ማለት ነው። ከገንዘብ ካለ ትከበራለህ ገንዘብ ካለ ትወደዳለህ ገንዘብ ካለ ሁሉም ይቀርብሀል ያሸረግድልሃል ማለት ነው። ስለዚህ እነዛን ነገሮች ለማግኘት ለመከበር ለመወደድ በማህበራሰቡ ዘንድ ተወዳጅ ለመሆን እንግዲህ ገንዘብ ያስፈልጋል ያን ገንዘብ እንግዲህ ማግኘት ይኖርብናል ማለት ነው። ነገር ግን ለሰው ልጅ በገንዘብ ሊለካ አይችልም ምክንያቱም ገንዘብ ጠፊ ነው ገንዘብ ሀላፊ ነው። ነገር ግን ያ መሆን የለበትም ነበር ነገር ግን በሰዎች ዘንድ ገንዘብ በጣም ከፈጣሪ በላይ እንግዲህ ገዝፎ የሚታይ ነገር ሆኗል። በአሁኑ ዘመን ነገር ግን ገንዘብ እኛ ለኛ ነበር የሚያስፈልገው አሁን ግን ለገንዘብ እኛ ነን እያሰበ እያሰፈለግን ምክንያቱም እንግዲህ ገንዘብን ከእኛ በላይ እንወደዋለን ማለት ነው። ስለዚህ ገንዘብን ከራሳችን በላይ የምንወደው ከሆነ እንግዲህ ገንዘብ በእኛ ላይ የተጠቀመብን ነው ማለት ነው። ስለዚህ ገንዘብን በአግባቡ መጠቀም ገንዘብን በስርዓት መያዝ ያስፈልጋል ማለት ነው። ስለዚህ ገንዘብን ለመስራት ገንዘብን ለመኖር እንግዲህ ብዙ ነገሮች ያስፈልጋሉ ከነዛም ውስጥ እንግዲህ አንደኛው ምንድነው ቢባል እንግዲህ ስራህን በአግባቡ መስራት ነው። ስራህን አለመቅረት ስራ ክቡር ነው። ስራ አይናቅም። ስራን አለመናቅ ነገር ግን አንዳንድ ሰዎች ስራን ይንቃሉ ያ ግን ትክክል አይደለም ምክንያቱም ስራን መናቅ የራሱ የሆነ ጉዳቶች አሉት ማለት ነው። ከነዛም ውስጥ እንግዲህ አንደኛው ምንድነው? በሰዎች ዘንድ ክብርን አለማግኘት በሰዎች ዘንድ አለመከበር ራሱ ያዳርጋል ማለት ነው። ስለዚህ ስራን የማታከብር ከሆነ ሰዎችን የማታከብር ከሆነ አትከበርም ማለት ነው። አንተም ስለዚህ ስራህን የምትወድ ከሆነ ግን ለስራ ክብር ይኖርሀል ማለት ነው። ስለዚህ ስራዎችን ማክበር ስራዎችን አለመቅረት ስራዎችን በአግባቡ መስራት ስራን አለመቅረት አለመቅጣትም አለመቅረትም አንደኛው መንገድ ነው። ማለት ነው። ስለዚህ ስራህን ትወደዋለህ ወይ ለሚለው ጥያቄ? ስራህን እወደዋለሁ አዎ ምክንያቱም ስራዬን በአግባቡ ነው የምሰራው አልቀረም በተሰጠኝ ሰዓት ሁሉ ስራዬን ለመስራት እሞክራለሁ። ከዛ በተጨማሪ ደግሞ ስራዬን እንግዲህ ብዙ ጊዜ የማከናውነው ስራ ነው ማለት ነው። ስለዚህ ብዙ ልምድ አገኝበታለሁ ብዙ እውቀትን እገበይበታለሁ ስለዚህ ያንን ለማድረግ የተለያዩ ነገሮችን ለመተግበር እንግዲህ ስራዬን እወደዋለሁ ማለት ነው። ስለዚህ ስራ ክቡር ነው። ስራ አይናቀም። ስራ እንግዲህ ገቢ የሚያስገኝ አንዱ መንገድ ነው። ገቢ ለማግኘት ስራ ያስፈልጋል። ስለዚህ የተለያዩ ስራዎችን በመስራት የተለያዩ ተግባራትን በመተግበር እንግዲህ ገቢዎችን ላገኝበት የሚችል አንዱ መንገድ ነው ማለት ነው። ስለዚህ ስራን ትወደዋለህ ወይ ለሚለው ጥያቄ? እንግዲህ ስራዬን በደንብ እወደዋለሁ በሚል

እሺ መንዳት ትችላለሁ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ መንዳት ማለት ምን ነው ምንድነው ሊነዳ የሚችለው የሚሉትን እንግዲህ በዚሁ አያይዘን መንዳትስ መንዳት ጥቅሙ የሚሉትን በዚሁ አያይዘን ለማውራት እንሞክራለን። እንግዲህ መንዳት ማለት መኪና ሊነዳ ይችላል። እንግዲህ የተለያዩ መኪናዎች መንዳት የተለያዩ መኪናዎችን ማሽከርከር የተለያዩ መኪኖችን፣ ባጃጆችን ሊሆን ይችላል ሞተሮችን ሊሆን ከሞተር ጀምሮ እስከ የተለያዩ ትልልቆች እስከ ተሳቢዎች ድረስ ከሲኖ ድረስ እንግዲህ የተለያዩ መኪኖች አሉ እነዛን እንግዲህ መንዳት ሊሆን ይችላል ማለት ነው። እንግዲህ እነዚህን መኪኖች ስንነዳ እነዚህን መኪኖች ስናሽከረክር መንዳት ወይም ደግሞ መንዳት ይባላል ማለት ነው ስለዚህ መንዳት ትችላለሁ ወይ? የሚለው ጥያቄ አዎ፣ መንዳት እችላለሁ። እንግዲህ መንጀ መጀመሪያ እንግዲህ ለመንዳት መለማመድ ያስፈልጋል። ያንን ልምምድ የተወሰነ ወር ሰልጥ፣ ያንን ልምምድ የተወሰነ ወር ተግበሬ እንግዲህ ለዚህ በቅቻለሁ ማለት ነው። እንግዲህ ይህንን ሳደርግ እንግዲህ ብዙ ነገሮችን ማስተዋል አለብኝ ምክንያቱም የተለያዩ ልምምዶችን ሳልቀጣ ወይም ደግሞ ሳልቀር በተግባር በጥረት መማር አለብኝ ማለት ነው ምክንያቱም በቲዎሪ ብቻ ሳይሆን ወይም ደግሞ በጽሁፍ ብቻ ሳይሆን በተግባር ሄጄ እየነዳሁ እየተለማመድኩኝ ማሳየት አለብኝ ማለት ነው ስለዚህ መንጃ ፍቃድ ለማውጣት የተለያዩ ልምምዶች ይጠይቃሉ እነዛን ልምምዶች አልፌ እነዛን ልምምዶች አድርጌ እንግዲህ በተለያዩ እውቀትን ካገኘሁ በኋላ ስልጠናን ከሰለጠንኩ በኋላ የሚሰጥ እንግዲህ መንጃ ፍቃድ የሚባል ነገር አለ። ያን መንጃ ፍቃድ ይዤ በማሽከርከር ቀን እንግዲህ የተለያዩ መኪኖችን ማሽከርካር እችላለሁ ማለት ነው ስለዚህ እነዛ መኪኖችን ስነዳቸው በጥንቃቄ ሊሆን ይገባል ምክንያቱም የሰውን ህይወት የሰውን ንብረት ላወድም፣ ለቀጸፍ ስለሚችል በጥንቃቄ እነዛን ንብረቶች እነዛን ሰዎች እንግዲህ በጥንቃቄ እያሳለፍኩ ንብረትም ከሆነ እያለፍኩ እንግዲህ በስርዓት እንግዲህ ልነዳ ተጠንቅቄ ልነዳ ያስፈልጋል ማለት ነው። እንግዲህ አንደኛ መኪናው ሊጎዳ ይችላል፣ ሁለተኛ ደግሞ እቃዎች እንግዲህ የተለያዩ ንብረቶች ሊወድሙ ስለሚችሉ እኔ በጥንቃቄ ካልነዳው በጥንቃቄ የማልነዳ ከሆነ ብዙ ጉዳት ስለሚደርስ እነዛን በጥንቃቄ መንዳት አለብኝ ማለት ነው ስለዚህ እንግዲህ መንዳት እችላለሁ ወይ? ለሚለው ጥያቄ አዎ፣ እችላለሁ ምክንያቱም የተለያየ ልምዶች እና ስልጠናችን ስላደረኩኝ መንዳት እችላለው። ከዛ በተጨማሪ እንግዲህ መንዳት እንግዲህ ለመንዳት እንግዲህ መጀመሪያ ጥሩ ስሜት ላይ መሆን አለበት ምክንያቱም ሰክረን የምንነዳድ ከሆነ ወይም ደግሞ ተናደን የምንነዳ ከሆነ በፍጥነት ለመንዳት እንሞክራለን። የዛን ጊዜ እንግዲህ እኛም ልንጎዳ እንችላለን ወይም ደግሞ መኪና ልንጎዳ ይችላል። ከዛም በተጨማሪ እንግዲህ እነ ንብረት እና ሰው ልናጠፋ እንችላለን ስለዚህ ያን ነገር በአግባቡ ለመጠቀም፣ በአግባቡ ለመያዝ እንግዲህ በደንብ በጥሩ ስሜት መንዳት ይኖርብናል። ከዛ በተጨማሪ ጥሩ ስልጠና ወይም ደግሞ ጥሩ ልምድ ሊኖር ይገባል ማለት ነው። እንግዲህ መንዳት ማለት እንግዲህ ብዙ ጥራትን የሚጠይቅ ብዙ ልምምድን የሚጠይቅ ተግባር ነው ማለት ነው። ስለዚህ ያን ተግባር በአግባቡ መተግበር በአግባቡ መለማመድ በአግባቡ ማድረግ ያስፈልጋል ማለት ነው ስለዚህ ልንነዳ ስናልፍ እንግዲህ መጀመሪያ መጠንቀቅ ያለብን እንግዲህ የተለያዩ ምልክቶችን የትራፊክ ምልክቶች አሉ። እነዛን ምልክቶችን በስርዓት ማየት፣ በስርዓት መገንዘብ ያስፈልጋል ማለት ነው። ስለ መንገዱ መንገዱ ላይ ያሉ ነገሮችን መመልከት የተለያዩ ነገሮች ሊሆኑ ይችላሉ። የተለያዩ ድንጋዮች ሊሆኑ ይችላሉ፣ እንስሳት ሊሆን ይችላሉ፣ እቃዎች፣ እጽዋቶች ሊሆኑ ይችላሉ። እነዛን በስርዓት እያየን እንግዲህ መንዳት ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ስንነዳ በጥሩ ስሜት ሊሆን ይገባል ማለት ነው። ከዛ በተጨማሪ እንግዲህ ሳንጠጣ፣ ሳንሰክር ወይም ደግሞ ሳንቅም፣ ሳናጨስ እንግዲህ ልንጠጣ ልናሽከረክር ይገባል ማለት ነው ስለዚህ መንዳት ጥሩ ነገር ነው ነገር ግን በአግባብና በአስፈላጊ ሁኔታ ሲሆን አሪፍ ይሆናል ማለት ነው። ስለዚህ ሁሉም ሰው ሊነዳ አይችልም፣ ሁሉም ሰው ሊያሽከረክር አይችልም ምክንያቱም ሁሉም ሰው ልምምድ ያስፈልገዋል ዝም ብሎ ተነስቶ የሚያሽከርክርበት መንገድ የለም ማለት ነው ነገር ግን አንዳንድ ሰዎች በዘመድም ከሆነ በጉቦ የተለያዩ መንጃ ፍቃዶችን አውጥተው ሲነሩ ይታያል ነገር ግን ያ ትክክል አይደለም ምክንያቱም መንዳት ማለት ብዙ ጥረትን የሚጠይቅ ብዙ ልምምድን የሚጠይቅ፣ እውቀትን የሚጠይቅ ነገር ነው እና ያንን ነገር ማድረግ መከናወን አለባቸው ማለት ነው ስለዚህ መንዳት ትችላለህ ወይ? ለሚለው ጥያቄ እንግዲህ እኔም መንዳት እችላለሁ። መንዳት የለመድኩት በልምምድ ነው ያንንም እንግዲህ መንጃ ፍቃድ በማምጣት ስለማመድ ያገኘሁት እንግዲህ እውቀት ስልጠና ነው። ማለት ነው ከዚህ ከዚህም በተነሳ እንግዲህ የተለያዩ እንግዲህ መንዳት ብዙ ጥቅሞች አሉት። ከነዛም ውስጥ እንግዲህ ምንድነው ቢባል ሰዎችን ከተለያዩ ቦታዎች ወደ ተለያዩ ቦታዎች በማጓጓዝ የተለያየ ገንዘቦችን መሰብሰብ ነው ማለት ነው ስለዚህ በቀን የሚከፈለኝ ነው ወይም ደግሞ በሳምንት ወይም ደግሞ በወር ሊከፈለኝ ይችላል። ያ እንግዲህ እንደ ሁኔታው እንደ ባለቤቱ ሊወሰን ይችላል ነገር ግን እኔ የኔ ስራ ምንድነው ቢሚባል ሰዎችን ከአንድ ቦታ ወደ አንድ ቦታ ከአንድ ሀገር ወደ አንድ ገገር ማመላለስ ነው ማለት ነው ስለዚህ ሳልሰለችና ሳልታክት

እሺ እንግዲህ ወደ ስራ በሰአት ትደርሳለህ ወይ የሚል ጥያቄ ነው የደረሰኝ አሁን ደግሞ በዛ ወደ ስራ መሄድ ማለት ምን ማለት ነው በሰአት መድረስ ማለት ምን ማለት ነው በሰአት መድረስ ምንድነው? ጥቅሙ በሰአት አለመድረስ ምን ጉዳት አለ? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን ከእነዚህም እንግዲህ ወደ በሰአት መድረስ ማለት ምን ማለት ነው የሚለውን እንግዲህ መጀመሪያ ለማብራራት እንሞክራለን እንግዲህ በሰአት መድረስ ማለት ሳናረፍድ ወይም ደግሞ ሳንቀር በአግባቡ በተወሰነልን ሰዓት ወይም ደግሞ በተቀጠርንበት ሰዓት ወይም ደግሞ በተባልንበት በታዘዝንበት ሰዓት ወደ ስራ የመግባት ሂደት ነው ማለት ነው። እንግዲህ ወደ ስራ ስንሄድ ሁለት ሰዓት መግባት አለብን እንግዲህ እንደ መንግስት ሰራተኛ በሰአት መግባት የሚባለው ሁለት ሰዓት ላይ እዛ መድረስ አለብን ማለት ነው እንግዲህ ሁለት ሰዓት ላይ እዛ የምንደርስ ከሆነ ሁለት ሰዓት ላይ እዛ የምንገኝ ከሆነ እንግዲህ ሁለት ሰዓት ላይ የምንደርስ ከሆነ ሁለት ሰዓት ላይ የምንገባ ከሆነ እንግዲህ ምን ይባላል ያ በሰአት ደረስን ወይም ደግሞ በሰአት ገባን ይባላል ማለት ነው። ስለዚህ ወደ ስራ በሰአት ትደርሳለህ ወይ ለሚለው ጥያቄ አዎ ወደ ስራ ወደ ስራ በሰአት እገባለሁ። አይ ምክንያቱም እንግዲህ እኔ ስራዬን የማከብር ስራዬን የምወድ ስራዬን የማልጠላ ሰው ነኝና ስለዚህ ስራዬን ስለማከብረው ስራዬን ስለምወደው በሰአቱ መገኘት እፈልጋለሁ ማለት ነው። ስለዚህ ስራዬ በጣም ስለሚያስደስተኝ ስራዬን ስለምወደው እንግዲህ በሰአቱ እገኛለሁ ያም ሰዓት እንግዲህ ሁለት ሰዓት ነው የስራ መግቢያ ሰዓት ሁለት ሰዓት ነው ሁለት ሰዓት ላይ እዛ ተገኝቼ ስራዬን የምጀምርበት ሰዓት ነው ማለት ነው። ስለዚህ በዛ ሰዓት እንግዲህ ብዙ ከዛ በኋላ እንግዲህ ብዙ እንግዳዎችን ብዙ ደንበኞችን ላስተናግድ እችላለሁ እነዛ እንግዲህ ሳላጉላላ በአግባቡ በአግባቡ ስራዬን በአግባቡ ሰርቼ እውላለሁ ማለት ነው። ስለዚህ በሰአት ስራዬን መግባት ይኖርብኛል ማለት ነው ምክንያቱም በስራ በሰአት ስራዬን የማልገባ ከሆነ በስራ በሰአት በስራ ሰዓት የማልገባ ወይም ደግሞ በሰአት የማልገባ ከሆነ የምቀር ከሆነ ወይም ደግሞ የማረፍድ ከሆነ የተለያዩ ጉዳቶች ይደርሳሉ ማለት ነው። ወይም ድርጅቱ ላይ ወይም ደግሞ እኔ ላይ ማለት ነው እነዛ ምንድን ናቸው ቢባል እውላለሁ ማለት ነው። ስለዚህ በሰአት ስራዬን መግባት ይኖርብኛል ማለት ነው ምክንያቱም በስራ በሰአት ስራዬን የማልገባ ከሆነ በስራ በሰአት በሰራ ሰዓት የማልገባ ወይም ደግሞ በሰአት የማልገባ ከሆነ የምቀር ከሆነ ወይም ደግሞ የማረፍድ ከሆነ ደንበኞች ይስተናገዳሉ ማለት ነው። በዛን ጊዜ እንግዲህ የምቀር ከሆነ እነዛ ደንበኞች ይስተጓጎላሉ እነዛ ደንበኞች በሚስተጓጎሉበት ጊዜ ተናደው ወይም ደግሞ ተበሳጭተው ሊሄዱ ይችላሉ ማለት ነው። ስለዚህ ወደ ሌላ ደንበኛ ወደ ሌላ ድርጅት ሊሄዱብን ይችላሉ ስለዚህ አንደኛ ደንበኛ ማባረር ይሆናል ሁለተኛ ደግሞ የድርጅቱን ስራ በስራት አለም ባለመስራቴ ያን ጊዜ እንግዲህ ድርጅቱ ትርፋማ አይሆንም ማለት ነው። ኪሳራ ውስጥ ይገባል ስለዚህ ድርጅቱ ኪሳራ ውስጥ እንዳይገባ ወይም ደግሞ ትርፋማ ለማድረግ ድርጅቱን የተለያዩ የተለያዩ በተለያዩ ጊዜያት መቅረት የለብኝም ማለት ነው። ስለዚህ በስራ ሰዓት ወደ ስራ ሄጄ በአግባቡ ስራዬን መስራት በአግባቡ ስራዬን ማከናወን ይኖርብኛል ማለት ነው። እንግዲህ ያንን ሳደርግ ምን ይፈጠራል? ቢባል እንግዲህ ምንድነው የሚባለው? ምንድነው የሚባለው ማሰላቹው ምንድነው የሚባለው

አሽ እንግዲህ ምን አዲስ ነገር መማር ትፈልጋለህ የሚል ጥያቄ ነገር ያገኘሁት እንግዲህ ምን አዲስ ነገር መማር አዲስ ነገር መማር ማለት ነው ማለት ነው አዲስ ነገር መማር ለምን ይጠቅማል? አዲስ ነገርም ብንማርስ ባንማርስ ምን ጉዳት አለ የሚሉትን እንግዲህ ለማየት እንሞክራለን። እንግዲህ አዲስ ነገር መማር ማለት እንግዲህ በተለያዩ ሁኔታዎች በተለያዩ አካባቢዎችም ሊሆን ይችላል። በተለያዩ ገጠመኞች እንግዲህ አዳዲስ ነገሮችን አዳዲስ ትምህርቶችን አዳዲስ ስልጠናዎችን የመውሰድ እድልን ካገኘን እንግዲህ ያንን ጊዜ ስንማረው ወይም ደግሞ ስንሰለጥን እንግዲህ ያን ጊዜ እንግዲህ አዲስ ነገር ሰለጠንን እና አዲስ ነገር ተማርን ይባላል ማለት ነው። ስለዚህ በዛን ጊዜ እንግዲህ ብዙ ጥቅሞችን ብዙ ጥቅሞችን ልናገኝ እንችላለን። አዳዲስ ነገሮችን መማራችን አዳዲስ ነገሮችን ማወቀቻን ምንድነው ጥቅሙ ምንድነው ጥቅሙ? ቢባል እንግዲህ አንደኛው ጥቅሙ ምንድነው ቢባል አዲስ ነገሮችን መማር እንግዲህ የተሻለ ሰው የተሻለ እውቀት የተሻለ አስተሳሰብ እንዲኖርን ያደርገናል ማለት ነው። እንግዲህ ያንን ስናደርግ ምን ማለታችን ነው ቢባል የተለያየ እውቀትን የተለያየ ሁኔታን ለማገብየት የተለያየ ጥቅማጥቅሞችን ለማግኘት እንግዲህ የተሻለ እውቀትን ለማግኘት እናደርገዋለን ማለት ነው። ስለዚህ የተለያየ እውቀትን ለማግኘት የተለያየ ግንዛቤን ለማግኘት እንግዲህ የተለያዩ እውቀቶችን የተለያዩ ተግባራትን ለማግኘት እንማራለን ማለት ነው። አዲስ ነገርን ስንማር ብዙ ጥቅሞች አሉ ከነዛም ውስጥ እንግዲህ አንደኛ የገቢ ምንጫችን ልናሰፋው እንችላለን። ለምሳሌ እንግዲህ የስራ እድገትን ልናገኝ እንችላለን የተለያዩ እውቀቶችን እውቀቶችን ስንጨምር እውቀቶችን በስራው ዘርፍ ስንጨምር የተለያዩ እውቀቶችን ስንጨምር እንግዲህ የስራ እድገትን ልናገኝ እንችላለን ማለት ነው። አንደኛ በተግባር ሊሆን ይችላል የተለያዩ ሙያዎችን ስንማር የተለያዩ በዘርፉ ዘንድ የተለያዩ ሙያዎችን የተለያዩ ተግባራትን ስንማር ደሞዛችን ወይም ደግሞ የገቢ ማንጫችን ሊጨምር ይችላል ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ የግል ሰራዎችን በመስራት ዘርፍም ሊሆን ይችላል። የተለያዩ የግል ስራዎችን ስንሰራ የተለያዩ የግል ስራዎችን ስንተገብር እንግዲህ የተለያዩ እውቀቶች ያስፈልጉና እነዛን እውቀቶች አግኝተን እነዛን እውቀቶችን ተምረን እነዛን እውቀቶችን ሰልጥናን ግን የተለያዩ እውቀቶችን ከያዝን በኋላ በዛ በዛ ዘርፍ ላይ አዲስ ነገርን ተምረን በዛ ዘርፍ ላይ ስንሰራበት ስንሰራ ስንተገብረው ያንን ነገር እንግዲህ ጥሩ የገቢ ምንጭ ልናገኝበት እንችላለን ማለት ነው። ለምሳሌ እንግዲህ እስተምግዴ በድሮ ጊዜ የለም ነበር ነገር ግን ሰዎች ስራ ሲፈልጉ ስራ ሲፈልጉ እንግዲህ የተለያዩ ነገሮችን በማደባለቅ እንግዲህ አዲስ ነገርን በመፍጠር ስራ ጀምረዋል ማለት ነው። ያን ስራ እንግዲህ እንግዲህ ለምን ይጠቅመናል? ቢባል እንግዲህ አዳዲስ ኢኮኖሚዎችን ለመፍጠር ወይም ደግሞ አዳዲስ ገቢዎችን ለመፍጠር ይጠቅመናል ማለት ነው። ስለዚህ የተለያዩ ስራዎችን በመስራት የተለያዩ ተግባራትን በማድረግ አዲስ ገቢን አዲስ የገቢ ምንጭም ማግኘት እንችላለን ማለት ነው። ነገሮችን በመማር ነገሮችን በመሰልጠን ነገሮችን በመተግበር የምናገኛቸው እነዚህ ነገሮች ናቸው ማለት ነው። ከዛ በተጨማሪ እንግዲህ ምን እናገኛለን አዳዲስ ነገሮችን በመማር ሲባል እንግዲህ ምን አዲስ ነገር መማር ትወዳለህ በሚለው ጥያቄ እንግዲህ ምን እንወዳለን የሚባል እንግዲህ የተለያዩ ተግባራትን ልንወድ እንችላለን። ለምሳሌ እንግዲህ የተለያየ ትምህርትን የተለያየ ለምሳሌ እኔ መማር የምወደው እንግዲህ የጣውላ ስራዎችን ልማር እወዳለሁ። እንግዲህ አዳዲስ ነገር ናቸው እንደ አዳዲስ ዲዛይኖችን አዳዲስ ፈጠራዎችን እየፈጠርኩኝ እንግዲህ ጣዋራቸውን ያገናኛቸውን እነዛን እንግዲህ ብማር እንግዲህ ብዙ ጥቅሞችን አግኛለሁ ብዬ አስባለሁ ከዛ በተጨማሪ እንግዲህ ስለ ቴክኖሎጂም ብማር እንግዲህ በጣም ስለ ኦንላይን ነገሮች ወይም ደግሞ ስለ ማህበራዊ ሚዲያዎች ብማር በጣም ትልቅ እውቀት ቢኖረኝ የተለየ ችሎታ ቢኖረኝ እንግዲህ ስለነፃው በጣም ይጠቅመኛል ብዬ አስባለሁ። ከዛ በተጨማሪ እንግዲህ ምን አዳዲስ ነገር መማር ትወዳለህ ለሚለው ጥያቄ እንግዲህ ስለ እጽዋት እና ስለ እንስሳት ውስጣዊ ነገር ወይም ደግሞ ስለ ሰዎች ጤና በማወቅ ብችል ማለት ስለ ጤናቸው ስለ እንዴት እነሱን ማከም እንደሚቻል እነሱን መንከባከብ እንደሚቻል ባውቅና ብተገብረው በጣም ደስ የሚለኝ አንዱ ነገር ነው ማለት ነው። እንግዲህ ምን አዲስ ነገር መማር ትወዳለህ ለሚለው ጥያቄ ብዙ ነገሮችን መማር ብወድም አይ ነገር ግን በአንዱ ዘርፍ ዘንድ መሰልጠን በደንብ እውቀትን ማካበት ስላለብኝ በዛ ዘርፍ ዘርፍ እኔ አሁን የኢኮኖሚስ ተማሪ ነኝ በኢኮኖሚስ ዘርፍ ያሉትን ነገሮች ሁሉ ባውቃቸውና ብተገብራቸው አንድ ላይ እንግዲህ ባደርጋቸው እንግዲህ በጣም አሪፍ ነገር ይሆናል። ብዬ አስባለሁ። ስለዚህ እነዛን ነገሮች እነዛን ሀሳቦች አዳዲስ ነገሮችን መማር ብዙ ጥቅሞች አሉት እነዛን ጥቅሞች እንግዲህ ለማግኘት እንግዲህ አዳዲስ ነገሮችን መማር በጣም ደስ ይላል ማለት ነው። ስለዚህ እነዚህን ነገሮች ለመማር በኦንላይን ሊሆን ይችላል የተለያዩ ነገሮችን በማድረግ ልንማራቸው እንችላለን ማለት ነው። ስለዚህ የተለያዩ አዳዲስ ነገሮችን መማር የተለያዩ አዳዲስ ነገሮችን መማር በጣም የምወዳቸው ነገሮች ናቸው። ስለ ምግብ ማብሰል ሊሆን ይችላል። የተለያዩ ዲዛይኖችን የተለያዩ ቅርጾችን መስራት ሊሆን ይችላል። የተለያዩ ነገሮችን በማድረግ እንግዲህ አዳዲስ ነገሮችን መማር እወዳለሁ

እሺ መስመር ላይ ሙዚቃ ትሰማለህ ወይ የሚል ጥያቄ ነው? ያገኘሁት እንግዲህ መስመር ላይ ሙዚቃ መስማት ምንድነው ጥቅሙ ምንድነው ጉዳቱ የሚሉትን እንግዲህ በዚሁ አያይዘን ሙዚቃ ማለት ምን ማለት ነው? የሚሉትን በዚህ አያይዘን ለማየት እንሞክራለን እንግዲህ ሙዚቃ ማለት የተለያዩ ድምፆችን አቀነባብረን የተለያዩ ድምፆችን አዋህደን እንግዲህ የተለየ ድምጽ ደስ የሚል ዜማ ደስ የሚል የሙዚቃ ዜማ መፍጠር ነው ማለት ነው። እንግዲህ የተለያዩ የሙዚቃ መሳሪያዎችን እነሱ ጋር አቀላቅለን የተለያዩ ሙዚቃ መሳሪያዎችን ተጠቅመን የተለያዩ መሳሪያዎችን በመጠቀም እንግዲህ የተለያዩ እውቀት የሚሰራው ለምሳሌ ዋሽንት ሊሆን ይችላል። ከበሮ ሊሆን ይችላል የተለያዩ ክራሮችን ጊታሮችን የተለያዩ ማሲንቆዎችን በመጠቀም እንግዲህ የተለያዩ ግጥሞችን በመግጠም እንግዲህ እነዛን ግጥሞች በማዜም የምናደርገው እንግዲህ የነሱ ቅንጅት እንግዲህ አንድ ላይ ምን ይባላል አጠቃላይ ሙዚቃ ይባላል ስለዚህ ሙዚቃ ማለት እንግዲህ የተለያዩ የሙዚቃ አመሳሪያዎች ቅንብርና የሰዎች ድምጽ ቅንብር ነው ማለት ነው። ስለዚህ ያንን ነገር አዘጋጅተን አቀነባብረን ወይም ደግሞ አዋህደን የምንሰጠው ዜማ ወይም ደግሞ ያ ዜማ እንግዲህ ምን ይባላል ማለትም ሙዚቃ ይባላል ማለት ነው። እንግዲህ ሙዚቃን መስማት ምንድነው ጥቅሙ ስንል ደግሞ ሙዚቃ መስማት እንግዲህ አንድ ዋናው ጥቅሙ የተለያዩ መልእክቶችን የተለያዩ ሀሳቦችን ለመረዳት ነው እንግዲህ የተለያዩ ትምህርቶችን ያስተምራል ሙዚቃ ግጥም ነው ግጥሙ ደግሞ የተለያየ እውቀትን የሚያስጨብጥ እውቀትን የሚያስየዝ እንግዲህ ብዙ ትምህርቶችን የያዘ ትምህርት አዘል ግጥም ነው ማለት ነው። ስለዚህ እነዛ ግጥሞች ላይ የተለያዩ ትምህርቶችን ይኖራሉ እነዛን ትምህርቶችን ለመቅሰም እነዛን ትምህርቶችን ለማወቅ ይረዳናል ማለት ነው። ከዛ በተጨማሪ እንግዲህ ምን ይጠቅመናል ሙዚቃን መስማት ብንል ደግሞ ለአእምሮአችን ደስታ ለመንፈሳችን ደስታ የሚሰጥ በጣም ደስ የሚል ለአእምሮአችን እርካታ ለመንፈሳችን ደስታ የሚሰጥ ነገር ነው ማለት ነው። ስለዚህ ሙዚቃ መስማት በጣም ደስ የሚል ነገር ነው ከዛ ስለዚህ የተለያዩ የሙዚቃ መሳሪያዎችን አቀነባብረን አንድ ላይ ስንሰማቸው አንድ ላይ ስናዜማቸው እንግዲህ በጣም ደስ የሚል ዜማን ይሰጠናል ማለት ነው ስለዚህ ያንን በማድረጋችን ብዙ ጥቅሞችን ብዙ ተግባራትን ልናገኝበት የምንችል የሙዚቃ መሳሪያ ወይም ደግሞ ሙዚቃ ነው ማለት ነው። ከዛ በተጨማሪ እንግዲህ ሙዚቃ እንግዲህ ለምን ይጠቅመናል ብንል እንግዲህ ሙዚቃ ለመዝናኛነት ነው የሚጠቅመን ለመዝናኛነት ስንል የተለያዩ መዝናኛዎች አሉ የተለያዩ መደሰቻዎች ቦታዎች አሉ እነዛ ውስጥ እንግዲህ አንዱ እንግዲህ ሙዚቃ ነው ሙዚቃን በመስማት የተለያዩ ደስታዎችን የተለያዩ ሀሳቦችን ልናገኝበት የምንችል አንዱ መንገድ ነው ማለት ነው ስለዚህ እነዛን በማድረግ እንግዲህ ልንጠቀምበት እንችላለን ማለት ነው። ከዛ በተጨማሪ እንግዲህ ምን እናደርግበታለን ሙዚቃን ቢባል እንግዲህ መስመር ላይ ሙዚቃን ትሰማለህ ወይስ አትሰማም የሚል ጥያቄ ነው? የደረሰኝ መስመር ላይ ሙዚቃን መስማት ጥቅም አለው ወይስ የለውም የሚለው ግን በዚሁ ለማየት እንሞክራለን። እንግዲህ መስመር ላይ ሙዚቃን መስማት ይጠቅማል ወይስ አይጠቅምም? የሚለውን ስናይ እንግዲህ መስመር ላይ እንግዲህ ሙዚቃ ማዳመጥ አንዳንድ ጊዜ ይጎዳል ማለት ነው። ምክንያቱም የተለያዩ መኪናዎች ስላሉ የተለያዩ ሞተሮች የተለያዩ መኪኖች መንገድ ላይ ስለሆነ የተለያዩ ሰዎች ጋር ልንጋጭ ስለምንችል የተለያዩ ድምፆችን ሲጣሩን ሰው ሲጠራን ስለማንሰማ እንግዲህ ጉዳት ሊደርስብን ይችላል ማለት ነው። ስለዚህ መስመር ላይ ሙዚቃ መስማት ጥሩ አይደለም ብዬ አስባለሁ ምክንያቱም ሙዚቃ መስማት የተለያየ ቦታ ላይ ጥሩ ሊሆን ይችላል ነገር ግን መስመር ላይ ጥሩ አይደለም ብዬ አስባለሁ። ምክንያቱም የተለያዩ ጉዳቶችን የሰው ሰራሽ ወይም ደግሞ የተለያዩ ጉዳቶችን ሊያደርስብን ስለሚችል እነዛን ጉዳቶችን ለመሸሽ እነዛን ጉዳቶችን ለመራቅ ስንል ከዛ መራቅ አለብን ማለት ነው። ስለዚህ እነዛ ጉዳቶች እንዳያጋጥመን እነዛ ችግሮች እንዳይደርሱብን ወደ ወደ ሌላ ነገር መሄድ አለብን ማለት ነው። ስለዚህ ራሳችንን ማራቅ ራሳችንን ከዛ አደጋ ለማራቅ ወደ መስመር ላይ ስንሄድ እንግዲህ ሙዚቃን ማዳመጥ ወይም ደግሞ በተለይ በኤርፎን ማዳመጥ የለብንም ማለት ነው። ስለዚህ በጆሮ ማዳመጫ ማንኛውም የምናዳምጥ ከሆነ ያን ሙዚቃ ጆሮዎችን ስለሚደፈን ያንን ነገር ሌላ ሰው ቢጠራንም ወይም ደግሞ አደጋ ቢደርስብን ልንሰማ አንችልም ማለት ነው። ስለዚህ ያን ነገር ለማስቀረት ያንን ነገርን ለመቅረፍ እንግዲህ መዝመር ላይ ሙዚቃ ባንሰማ አሪፍ ነው ብዬ አስባለሁ። ከዛ ውጪ እንግዲህ መስመር ላይ ሙዚቃን ትሰማለህ ወይ ለሚለው እንግዲህ አንድ አንዳንድ ሰዎች እንግዲህ መስመር ላይ ቆመው ወይም ደግሞ ቁጭ ብለው ሙዚቃን ሊያዳምጡ ይችላል ያ ግን ችግር የለውም። ምክንያቱም እየተንቀሳቀስን ከሆነ ነው እንጂ ችግር ሊኖረው የሚችለው ቁጭ ብለን ከሆነ ወይም ደግሞ አንድ ጥግ ይዘን ቁጭ ብለን ከሆነ ችግር የለውም ብናዳምጥ እንደውም አሪፍ ነው ማለት ነው። ነገር ግን እየተራመድን ከሆነ ወይም ደግሞ እየተንቀሳቀስን ከሆነ ከሰዎች ጋር ልንጋጭ እንችላለን ወይም ደግሞ መኪና ሊገጨን ይችላል። ከዛም አልፎ ደግሞ ከግንድ ጋር ልንጋጭ ስለምንችል በስርዓት እያየን በስርዓት እየሰማን ብንራመድ መልካም ነው ብዬ አስባለሁ ማለት ነው። ስለዚህ በመስመር ላይ ሙዚቃ ትሰማለህ ወይ ለሚለው? ጥያቄ በመስመር ላይ ሙዚቃ አልሰማም።

እሺ እንግዲህ የተበላሸ ነገር ማስተካከል ትችላለህ ወይ የሚል ጥያቄ ነው? የደረሰኝ እንግዲህ የተበላሸ ነገርን ማስተካከል ይቻላል እና የተበላሸ ነገርን እንዴት ማስተካከል እንችላለን የተበላሸ ነገር ማስተካከል ይቻላል ወይስ አይቻልም የሚሉትን ጥያቄዎች አያይዘን ለመመለስ እንሞክራለን። እንግዲህ የተበላሸ ነገርን ማስተካከል ምንድነው ጥቅሙ የሚሉትንም በዛው እናያለን። እንግዲህ የተበላሸ ነገር ማለት ከጥቅም ዉጪ የሆነ ነገር ለምሳሌ ቴሌቪዥን ሊሆን ይችላል ስልክ ሊሆን ይችላል እየተጠቀምንበት እያለም ሊቃጠልብን ይችላል ወይም ደግሞ የቻርጅን ማድረጌው ሊቆረጥብን ይችላል እንግዲህ ያን ነገር እንግዲህ እንዴት ማስተካከል አለብን የሚለውን እናያለን ማለት ነው። እንግዲህ ይሄንን ስናይ ማስተካከል ይባላል ማለት ነው። እንዴት ማስተካከል አለብን እንዴት የተበላሸውን ነገር ወደ የሚሰራ ነገር እንዴት መጠገን አለብን የሚለውን እንግዲህ ስናይ ነው ማለት ነው። ስለዚህ የተበላሸ ነገርን ማስተካከል ትችላለህ ወይ ለሚለው ጥያቄ አዎ ማስተካከልን እችላለሁ። እንግዲህ የተለያዩ ዲሾች ሆነ የተለያዩ ቴለቪዥኖች ወይም ስልኮች ሲበላሹ እንግዲህ ማስተካከል ያስፈልጋል ወይም ደግሞ የተለያዩ ወንበሮች የተለያዩ ጠረጴዛዎች ሲበላሹ ወይም ደግሞ ሲሰበሩ እንግዲህ እነዛን ነገሮች ማስተካከል ይቻላል ማለት ነው። ለምሳሌ እንግዲህ ወንበሮች ቢሰበሩም ወይም ደግሞ ጠረጴዛዎች ቢሰበሩ እነዛን ነገሮች እንግዲህ እግራቸውን ሊሰበር ይችላል ያን ጊዜም ያንን እንግዲህ በማስተካከል ወይም ደግሞ ያንን በአዲስ እግር በመተካት ወይም ደግሞ እንደገና በመጠገን በሚስማር በማያያዝ እንግዲህ ልጠግናቸው እችላለሁ ማለት ነው። ከዛ በተጨማር እንግዲህ የተለያዩ ስልኮች የተለያዩ የተለያዩ ቴሌቪዥኖች የተለያዩ ላፕቶፖችም ሊበላሹ ይችላሉ በዛን ጊዜ እንግዲህ እነዛን ነገሮች ማስተካከል እችላለሁ ማለት ነው። እንዴት አስተካክላቸዋለው ቢባል እንግዲህ ይህ ገመዳቸው ተቃጥሎ ከሆነ ገመዳቸውን በመቀየር ወይም ደግሞ ውስጣቸው ስክሪናቸው ተቃጥሎ ከሆነ ያን ነገር እንግዲህ በመቀየር እንግዲህ ላስተካክላቸው እችላለሁ ማለት ነው። ከዛ በተጨማሪ እንግዲህ እነዚህን ነገሮች ማስተካከል ለምን ይጠቅማል? የሚለውን ስናይ ደግሞ ቴሌቪዥኖችን ወይም ደግሞ ስልኮችን ወይም ደግሞ የተለያዩ ማሽኖችን ሲበላሽብን ወይም ደግሞ ጠርቤዛዎችን አልጋዎችን ሊሆን ይችላል የተለያዩ ነገሮችን እንግዲህ መብራትም ሊሆን ይችላል መብራት እንግዲህ ሲበላሽብን አምፖል እንገዛ አምፖል ከተቀጣጠ ከተቀጣጠ ከተቃጠለብን አዲስ አምፖል እንገዛለን አዲስ አምፖል እንገዛና ያን አምፖል እንግዲህ ከእንደገና ያና አምፖል ከእንደገና በመተካት ወይም ደግሞ አዲስ በመግዛት ያንን አምፖል ስናደርገው እንግዲህ እንዲበራልን ማድረግ ይቻላል ማለት ነው። ስለዚህ የተበላሹ ነገሮችን መጠገን ይቻላል እንግዲህ እነዚህን ነገሮች የተበላሹ ነገሮችን መጠገን የተበላሹ ነገሮችን ማስተካከል ምንድነው? ጥቅሙ የሚለውን ስናይ እንግዲህ የተበላሹ ነገሮችን ማስተካከል የተበላሹ ነገሮችን መቀየር ወይም ደግሞ የተበላሹ ነገሮችን ማደስ ደግሞ ምንድነው ጥቅሙ? የሚለውን ስናይ እንግዲህ አንደኛ አዲስ ከምንገዛ ይልቅ ወይም ደግሞ አዲስ እስከምንገዛ ድረስ እነዚህን ነገሮችን ለመጠቀም እነዚህን ነገሮችን እንግዲህ እንደገና እንደገና ለመጠቀም ያገለግላል ማለት ነው። ለምሳሌ ወጪ ቆጠብ ወጪን ለመቆጠብ ይጠቅመናል ማለት ምክንያቱም የተለያዩ ገንዘቦችን ለአዲስ ነገሮች ሁሌ ትንሽ ነገር ሲበላሹ ወይም ደግሞ ትንሽ ነገር ሲጎዱ ሁል ጊዜ ገንዘብ የምናወጣ ከሆነ ገንዘባችን ሊያልቅብን ይችላል። ስለዚህ አንደኛው እንግዲህ ገንዘብን ለመቆጠብ ገንዘብን ለማበርከት እንግዲህ እንጠቀምባቸዋለን ማለት ነው። ከዛ በተጨማሪ እንግዲህ የተበላሸ ነገርን ማስተካከል ለምን ይጠቅማል ቢባል እንግዲህ የተበላሸ ነገርን ለማስተካከል እንግዲህ ጊዜያዊ ጊዜያዊ አገልግሎት እንዲሰጡ ለማድረግ ነው እንግዲህ አዲስን እስከምንገዛ ወይም ደግሞ አዲሱን ነገር እስከምናደርግ ድረስ ያን ነገር እስከምናቋቁም ወይም ደግሞ እስከምናደርግ ድረስ የድሮዎችን ወይም ደግሞ እየጠገነው ወይም ደግሞ የተበላሹትን እያስተካከልን መጠቀም እንችላለን ማለት ነው። ስለዚህ እነዚህ ነገሮች ብዙ ጥቅሞች ይሰጡናል ማለት ነው። ከዛ በተጨማሪ እንግዲህ ነገሮችም ወይም ደግሞ የተቆረጡ ወይም ደግሞ የሚስተካከሉ ነገሮችን የተበላሹ ነገሮችን እንዴት አድርገን ነው የምናስተካክለው ወደሚለው ስንሄድ ደግሞ መጀመሪያ እንግዲህ ምን እናደርጋለን የተበላሸ ቦታውን እንለያለን ማለት ነው። የቱ ጋር እንደተበላሸ መጀመሪያ ማወቅ አለብን ማለት ነው። ስለዚህ ያን ነገር መጀመሪያ ካወቅን ከለየን በኋላ ችግራቸውን ካወቅን በኋላ እንግዲህ ችግሩን ያወቀ መፍትሄው ላይ አምሳ ፐርሰንት አምሳ ያህል ደርሶበታል እንደሚባለው እንግዲህ መጀመሪያ ችግሩን መለየት አለብን ችግሩን ከለየን በኋላ እንግዲህ ወደ መፍትሄው እንሄዳለን ማለት ነው። እንግዲህ መፍትሄው ገመዱ ሊሆን ይችላል ገመዱ ችግር ላይ ካለበት እንግዲህ ገመዱን ቆርጠን ሌላ አዲስ ገመድ ወይም ደግሞ አዲስ ገመድ ወይም ደግሞ ያን ቆርጠን በመጣል ሌላውን የቀረውን በመቀጣጠል እንግዲህ ልንሰራው እንችላለን ኤሌክትሪክ ነገር ከሆነ ከዛ በተጨማሪ ወንበር ከሆነ የተሰበረ እግሩ አንድ እግሩ ሊሆን ይችላል ያን እግሩን እንግዲህ በመጠገን ወይም ደግሞ በሚስማር በደንብ ማስያዝ እንግዲህ ልናስተካክለው እንችላለን ማለት ነው። ስለዚህ እነዚህን በማድረግ እነዚህን በመተግበር

እሺ እንግዲህ የስራ ልብስ ትለብሳለህ ወይ የሚል ጥያቄ ነው የደረሰኝ እንግዲህ የስራ ልብስ ለምን ያስፈልጋል የስራ ልብስ ማለት ማለት ነው። የስራ ልብስ ደግሞ ምንድነው ጥቅሙ የሚሉትን እንግዲህ በዚሁ አያይዘን ለማየት ትሞክራለህ። የስራ ልብስ ትለብሳለህ ወይ የሚለው ጥያቄ እንግዲህ የስራ ልብስ ማለት መጀመሪያ ምን ማለት ነው። የሚለውን ስናይ እንግዲህ የስራ ልብስ ማለት ብዙ ሰዎች በስራ ጊዜ የሚለብሱት በስራ ጊዜ። ሊለብሱት የሚችሉት ብዙ የልብስ አይነቶች አሉ። ከነዛ ውስጥ እንግዲህ ለምሳሌ። ጋወን ሊሆን ይችላል ወይም ደግሞ የተለያዩ ሱፎች ሊሆን ይችላል ወይም ደግሞ የተለያዩ ካፖርቶች ወይም ደግሞ ሽርጦች ሊሆኑ ይችላሉ። እነዛን እንግዲህ የስራ ልብሶች ናቸው ማለት ነው። እንግዲህ እነዛ አይነት በስራ ጊዜ ትለብሰለህ ወይ የሚል ሀሳብ ያለው ይመስለኛል። እንግዲህ የስራ ልብስ ትለብሳለህ ወይ የሚል ጥያቄ አለ። እንግዲህ ይሄን ጥያቄ ስናየው እኔ በስራ ዘርፍ እንግዲህ የምሰማራው ባንክ ቤት ነው። ባንክ ቤት ስትሰራ እንግዲህ የተለያዩ ሱፎችን እለብሳለሁ ማለት ነው። እንግዲህ እንደ ሱፍ ግዴታ ስለሆነ ሱፍ ሱፍ መልባስ ግዴታ ስለሆነ ባንክ ቤት ስንሰራ ወይም ደግሞ ባንክ ቤት ስንቀጥዕር እንግዲህ ሱፎችን ማልበስ ግዴታ ስለሆነ እነዛን ሱፎች መልበስ ይኖርብኛል ማለት ነው። ስለዚህ እነዛን ስፎች በስራ ሰዓት ጊዜ እለብሳለሁ ማለት ነው። እንግዲህ እነዛን እንደየዘርፉ ቢለያይም አሁን አስተማሪዎች ጋውን ይለብሳሉ ነጭ ዶክተሮችም ነጭ ጋውን ይለብሳሉ። ስለዚህ የስራ ዩኒፎርማቸው ደግሞ የስራ ልብስ ስራቸው ነው ማለት ነው። ስለዚህ ይህ ለምንድነው የሚያስፈልገው ወይም ደግሞ ይሄ ነገር ለምን አስፈለገ? የሚለውን ስንጠይቅ አንደኛ እንግዲህ የስራ ሰዎች እንደመሆናችን መጠን እንግዲህ ለስራው ምቹ የሆነ ልብስን ወይም ደግሞ ለስራው ተስማሚ የሆነ ልብስን መልበስ ስር የሚኖርብን ነው ማለት ነው። ከዛም እንግዲህ ስናየው ለምን ሱፍን እንመብሳለን ብለን ስናይ እና እንግዲህ መጀመሪያ እንግዲህ እኔ የምንሰራው እንግዲህ ባንክ ቤት ነው ባንክ ቤት ደግሞ የተለያዩ ገንዘቦች የተለያዩ ባለሀብቶች ገንዘብ የሚቀመጥበት ቦታ ነው። ማለት ነው። ስለዚህ እነዛ ባለሀብቶች እንግዲህ የሚጠብቅላቸው ሰው ወይም ደግሞ ብራቸውን የማስቀምጡበት ሰው ዘናጭና እ ተወዳጅ ወይም ደግሞ በጣም ዘናጭና ሱፍ ለባሽ እንዲሆን ይፈልጋሉ። እንግዲህ ሱፍ በጣም ውዱ ልብስ ነው በሀገራቸው ኢትዮጵያ እንግዲህ ውዱ ልብስ ሱፍ ነው። ስለዚህ ያን ልብስ እንግዲህ ለብሰው እንዲታዩ ይፈልጋሉ ማለት ነው። እንግዲህ ያን ለብስ የሚለብሱ ከሆነ ዘናጭ ስለሚሆነው ወይም ደግሞ ባለሀብት ስለሚመስረው ስለዚህ የኔን ብር አይነኩብኝም ደግሞ የኔን በር አያጭበረብሩብኝም አያጭበረብሩብኝም ብሎ ስለሚያስቡ የዛን ጊዜ ብራቸውን ወደ እኛ አመጥተው ሊያስቀምጡ ይችላሉ ማለት ነው። ነገር ግን የቆሸሸ ልብስ እና የተለያየ ያደፈ ልብስ ወይም ደግሞ የዱርየ ልብሶችን የምንላቸውን ለምሳሌ ጂንሶችን ወይም ደግሞ የተለያዩ ሸሚዞችን ለብሰን የምንሰራ ከሆነ ግን ሊያምኑን ይችላሉ ማለት ነው። ምክንያቱም ይሄ ስራ ልብስ ያስፈልገናል ማለት ነው። ምክንያቱም እነዛን የምናደርግ ከሆነ ግን በስርዓት አምጥተው ይሰጡናል ማለት ነው። እንደዚውም ደግሞ ዶክተሮች መለያቸው ስለሆነ ዩኒፎርማችን ስለሆነ እንግዲህ እነዛን ለብሰን እንግዲህ መገኘት ይኖርብናል ማለት ነው። እንግዲህ እነዛን ለብሰን ስንገኝ እነዛን ስናደርግ እንግዲህ ብዙ ጥቅሞችን እናገኛለን። ከእነዛም ውስጥ እንግዲህ አንደኛ ክብር እናገኛለን በስራችን ዘንድ ተወዳጅነት እናገኛለን። ምክንያቱም እኛ ስራችንን ወደን ፈቅደንና ፈልገን ልብሳችን ስለምናውቅ ወይም ደግሞ የስራ ልብሳችን የምንለብስ ከሆነ ሰዎችም ደግሞ እኛን ያከብሩናል ማለት ምክንያቱም ስራችንን የምንኖር ስራችንን የምናከብር ሰዎች እንደሆንን ስለሚያውቁ ስለሚረዱ ስለዚህ ሰዎችን ሰዎች ይረዱናል ማለት ነው። ስለዚህ እነሱን የምንረዳ ከሆነ እኛንም ይረዱናል ማለት ነው። ከዚህ አንፃር እንግዲህ የስራ ልብስ ትለብሳለህ ወይ የሚለውን ጥያቄ አዎ የስራ ልብስ እለብሳለው የስራ ልብስ እንግዲህ በስራ ሰዓት ያስፈልጋል ብዬ አስባለሁ ማለት ነው። ስለዚህ እነዛ ነገሮች ስለሚያስፈልጉ እነዛ እውነታዎች ስለሚ የሚያስፈልጉ እንግዲህ የስራ ልብስን በአግባቡ ለብሰን ልንገኝ ያስፈልጋል ማለት ነው። እንግዲህ እንደ ጋራጅ ሰራተኛ ወይም ደግሞ የጣውላ ቤት ሰራተኛ እንግዲህ የተለያዩ ጋውኖችን ወይም ደግሞ የተለያዩ ሽርጦችን ወይም ደግሞ ቱታዎችን ይለብሳሉ። እነዛን ቱታዎች እንግዲህ ለስራ ምቹ የሆኑ ናቸው ማለት ነው። ስለዚህ ልብሳችን እንዳይቆሽሽ ወይም ደግሞ የተለያዩ ሰውነታችን በምንሰራቸው ስራዎች እንዳይቆሽሽ ሊያደርጉልን ይችላሉ ማለት ነው። ከዛ በተጨማሪ እንግዲህ የስራ መገለጫቸው ወይም ደግሞ ዩኒፎርማችን ልክ ተማሪዎች ይሄን ትምህርት ቤት ውስጥ ዩኒፎርም እንደሚለብሱት ሁሉ እኛም ደግሞ እዛ ቦታ ላይ ደግሞ የስራ ዩኒፎርማችንን መልበስ ይኖርብናል ማለት ነው። ስለዚህ አንደኛ ለሰዎች ግልጽ ሆነን እንድታይ የትኛው ሰራተኛ የትኛው አሰሪ ወይ ደግሞ የትኛው ደንበኛ መሆኑን ለመለየት እንዲያመቸን እንግዲህ የተለያዩ ስራዎችን በመሰረት የተለያዩ ልብሶችን እንግዲህ በመልበስ መለያየት ይኖርብናል ማለት ነው። ስለዚህ የስራ ልብስ ትለብሳለህ ወይ ለሚለው ጥያቄ? አዎ የስራ ልብስ እለብሳለሁ ያንን የስራ ልብስ የምለብሰው ግን ወድጄና ፈቅጄ ነው ማለት ነው። ስለዚህ በሰዎች ዘንድ ክብርን አገኘዋለሁ በሰዎች ዘንድ ተወዳጅ እሆናለሁ ብዬ አስባለሁ ማለት ነው። ስለዚህ የስራ ልብስን በስርዓት መግባት

አሺ ቡና መፍጨት ታውቃለህ ወይ? የሚል ጥያቄ ነው የደረሰኝ እንግዲህ ቡና መፍጨት አዎ! አውቃለሁ። ቡና መፍጨት ምንድነው ጥቆሙ? ቡና ማለት ራሱ ምን ማለት ነው? ቡና መፍጨት ለምን ያገለግላል? የሚሉትን እንግዲህ በዚሁ አያይዘን ለማየት እንሞክራለን። እንግዲህ ቡና መፍጨት ቡና ማለት ማለት ነው። ስንል እንግዲህ ቡና የሚገኘው እንግዲህ ከተለያዩ ዛፎችን በተለያየ የቡና ዛፎችን በመትከል። መጀመሪያ ችግኞችን እናመጣና መሬት ውስጥ እንተክላቸዋለን። ከዛ ውሃ በማጠጣ፣ በመንከባከብ፣ በመኮከብኮት እናሳድጋቸዋለን። ማለት ነው ያ እንግዲህ አድጎ ትልቅ ሆኖ ለቡና ማፍራት ሲደርስ፣ እንግዲህ ቡናዎችን ይይዛል፣ ቡናዎችን ሲይዝ እንግዲህ እነዛ ቡናዎችን በስርዓት እንጠብቃቸዋለን። ከዛ በኋላ ሲበሰር እንግዲህ ያ ቡና ያ ቡና ከበሰለ በኋላ እንግዲህ ሲደርስ እንለቅመዋለን። ማለት ነው ያንን እንግዲህ ቡና ለቅመን፣ ያንን ቡና አዘጋጅተን፣ እንግዲህ እንወስደውና ከዛ በኋላ ቀይ ሲሆን እንለቅመውና፤ ያን ቡና እናሰጠዋለን። ማለት ያ ቡና አድርቀን እንፈጨዋለን። ያን ቡና አድርቀን ስንፈለፍለው እንግዲህ ትክክለኛ ቡናዎችን ውስጡ ፍሬ ውስጥ እናገኛለን ማለት ነው። ከዛ በተጨማሪ ያንን እንደዛ ካደረግን በኋላ ያንን ቡና የተፈለፈለውን ቡና ከደረቀ በኋላ ወስደን በረምጣድ ላይ እናደርገዋለ። በረምጣድ ላይ አሳት ላይ እንጥደውና እናቆ እንቆለዋለን ማለት ነው። ከዛ ያን ቡና ከቆላን በኋ፤ ያን ቡላ ከቆላን በኋላ ምን እናደርጋለን። ቢባል ያም ቡላ ከቆላን በኋላ በሌላ ምድጃ ላይ ውሃ በማንቆርቆሪያ አድርገን እንጥላለን። ማለት ነው ያንን ቦና ውሃው እስከሚፈላ እናፈላዋለን። ያን ቦና ውሃ ከፈላ በኋላ ያን ቡና የጠቆለውን እንወቅጥና እነዛ ውሃ ውስጥ እንጨምረዋለን ማለት ነው። ያን ቡና ከጨመርን በኋላ ሲፈላ እናወርደዋለን። ከተ እስ እስከሚሰክን እንጠብቅና ከዛ በኋላ በስኳርም ሆነ በጨው ቀርተን ለሚፈልግ ሰው እንግዲህ ያንን ቡና አንሰጥህም ማለት ነው። ስለዚህ ቡና መፍጨት ታውቃለህ ወይ? ለሚለው ጥያቄ አዎ ቡና መፍጨት አውቃለህ ቡና እንግዲህ ይሄ የሚፈጨው በተለያየ መንገዶች ሊሆን ይችላል አንደኛ በማሽኖች ሊፈጭ ይችላል። እንግዲህ በአሁኑ ዘመን የተለያዩ ማሽኖች የቡና መፍጨቶች መጥተዋል እነዛን እንግዲህ ቡናውን እንግዲህ ቆልጠን ሲደርስ እንግዲህ ያን ቡና ከቆላን በኋላ እዛ ላይ ማሽን ውስጥ አድርገን እንግዲህ ማድቀቅ ወይም ደግሞ መፍጨት እንችላለን ማለት ነው ከዛ በተጨማሪ ደግሞ ምን እናደርጋለን። ቢባል በሙቀጫ ልንወቅጠው እንችላለን። ማለት ነው እንግዲህ በደሮ ዘመን እንግዲህ በሙቀጫ ነው የሚወቀጥ። ቡና የተለያዩ ቡናዎች እንግዲህ እዛ ላይ ሲደርሱ ወይም ደግሞ ከተቆሉ በኋላ ይወቀጣሉ። ማለት ነው። እንግዲህ በመውቀጫ ውስጥ እንከታቸውና እነሱን እንግዲህ እየመላለስን እንወቅታቸዋለን። እስከሚደቁ ድረስ እንወቅታቸዋለን። ከዛ በተጨማሪ ቡና እንግዲህ ማፍጨት ወይም ደግሞ ቡናን እንግዲህ እንዴት እንፈጫለን? ቡናን ደግሞ እንዴት እናስተካክላለን? የሚለውን ስናይ ደግሞ ምን እናደርጋለን? ቢባል ቡናን እንግዲህ በተለያዩ መንገዶች ልንፈጭ፣ ወይ ደግሞ ልንቆላል፣ ወይ ደግሞ ልናስተካክል እንችላለን ማለት ነው። ስለዚህ የተለያዩ ነገሮችን በማስተካከል፣ የተለያዩ ነገሮችን በመተግበር እናደርገዋለን ማለት ነው። እንደዛም እንዴት እናደርገዋለን። ቢባል ለምሳሌ አሁን እንግዲህ ምን እናድርጋለን? መሰላችሁ ምን እናድርጋለን ቢባል እንግዲህ የተለያዩ ሁኔታዎችን በማስተካከል የተለያዩ ነገሮችን በማስተካከል እንግዲህ ቡናዎችን እንግዲህ በመፍጨት የተለያየ ገቢ ምንጮችን ማስፋፋት እንችላለን። እንግዲህ ቡና ውጭን ቡና ፈጭ ከሆን አሁን ወፍጮ ቤት ወፍጮ ቤት የምን የቡና ወፍጮ ቤት የምን የፋብሪካ ካለን ወይም ደግሞ የቡና መፍጫ ካለን የተለያዩ ሰዎች ቡናቸውን ያመጡ እንዲያሳጩ እናደርጋለን ማለት ነው። ስለዚህ በዛን ጊዜ ገቢ እናገኛለን። ማለት የተራዩ ገቢዎችን የተለያዩ ለኛ የሚያስፈልጉ ነገሮችን እንግዲህ እዛ ላይ እንግዲህ ገንዘቦችን ወደፊት ህይወታችንን የምንመራበት ገንዘብን እናገኛለን ማለት ነው። ስለዚህ እነዛን ቡናዎችን በመሆናቸው በመፍጨት የገቢ ምንጭ ማግኘት እንችላለን። ለሰዎችም የሰራ መስከን የመፍጠር እድል ይኖረናል ማለት ነው። ስለዚህ ቡናዎችን በመፍጨት ቡናዎችምን ደግሞ በማስቆላትም ሆነ በመፍጨት የተለያዩ ገቢ ምንጮችን ማግኘት እንችላለን ማለት ነው። ስለዚህ ቡና መቁላትን መፍጨትን ብዙ ጥቅሞች አሉት። ማለት ነው እነዛ ምንድን ናቸው? እንግዲህ ቡናን የምንፈጭ ከሆነ አንደኛ የገቢ ምንጭ የምናገኝበት መንገድ እናገኛለን። ከዛ በተጨማሪ ደግሞ ቡናን የምንፈጭ ከሆነ ለአገልግሎት ወይም ደግሞ ለምን እንጠቀመው ቡና ይሆናል ማለት ነው። እንግዲህ ቡናን ፈጭተን ለምን ጠጣው እናደርገዋለን። ማለት ነው። ስለዚህ ቡናን ፈጭተን የምንጠጣ ከሆነ ቡናን ፈጭተን የምናገለግል ከሆነ እንግዲህ ብዙ ጥቅሞችን እናገኛለን። ማለት ነው። እንግዲህ ቡና መፍጨት ታውቃለህ ወይ? ለሚለው ጥያቄ አዎ ቡና መፍጨት አውቃለሁ። ቡና መፍጨት እንግዲህ ያወቅኩት እናቴ እንግዲህ ቡናን ስትፈጭ አይቼ ነው። ቡና እንግዲህ በተለያዩ ነገሮች ትፈጫለች። እናቴ በዛን ጊዜ እንግዲህ እኔም እሷን ስትፈጭ በማየት እንግዲህ በተለ ተለማምጄ

እሺ እንግዲህ የስራ ቦታ እንዴት ነው? የሚል ጥያቄ ነው የደረሰኝ እንግዲህ የስራ ቦታዬ በጣም ደስ የሚል በጣም ለመስራት የሚመች በጣም ለስራ ለስራ አሪፍ የሆነ ለስራ ምቹ የሆነ ስራ ቦታ እንድሄድ የሚገፋፋኝ በጣም ነፋሻ የሆነ በጣም ደስ የሚል የስራ ቦታ ነው ያለኝ እንግዲህ የስራ ቦታ የሚሄደው እንግዲህ በጧት ተናስቼ ከእንቅልፌ ከተነሳሁ በኋላ ፊቴን ታጥቤ ፊቴን ከታጣብኩ በኋላ ከፊቴን ከታጣብኩ በኋላ ከዛ ቁርሴን በልቼ እንግዲህ ልጆቼን እና ሚስቴን ተሰናብቼ ወደ ስራ እሄዳለሁ ማለት ነው እንግዲህ ስራ ከሄድኩ በኋላ ማለት ስራ ቦታው ስሄድ እንግዲህ በመንገድ ላይ ብዙ ነገሮችን አያለሁ ብዙ ነገሮችን እሰማለሁ ብዙ ነገሮችን አያለሁ ማለት ነው ስለዚህ እነዛን ሳይ እነዛን እንግዲህ ሳደርግ ብዙ ነገሮችን ላገኝ እችላለሁ ብዙ ጥቅሞችን እናገኛቸዋለን እችላለሁ ከነዛም ውስጥ እንግዲህ አንደኛው እና ዋነኛው ምንድነው ቢባል የስራ ቦታዬ አካባቢ ነው የስራ ቦታዬ አካባቢ እንግዲህ በጣም ደስ የምን በጣም ነፋሻማ የሆነ አበባዎች ብዙ ያሉበት ወፎች የሚንጫጩበት በጣም ደስ የሚል ወፎች የሚዘምሩበት ብዙ ሰዎች የሌሉበት ብዙ የሚያጠኑ ሰዎች አንዳንድ ጊዜ ወንበር ላይ የንፋሻማ ቦታው ላይ ተቀምጠው የሚታዩበት በጣም ደስ የሚል እይታ ያለው በአጠገቡ የባህር ዳርቻ ያለ ባህሩ ዳርቻ የተለያዩ መርከቦች ያሉበት የተለያዩ ጀልባዎች ያሉበት እና በተለያየ ትልልቅ ወፎች ትልልቅ አንገት ያላቸው ወፎች በባህሩ ዳርቻ በባህሩ ላይ የሚንሳፈፉ እና ዳክዬዎችን የማይበት በጣም ደስ የሚል እይታ ያለው ፀሀይዋ በምስራቅ ወጥታ የምታበራበት ሀይቁ ላይ ደምቃ የምትታይበት የ ሁኔታ የቦታ አቀማመጥ ያለው የስራ ቦታ ነው ማለት ነው ይሄ የስራ ቦታ እንግዲህ በጣም ደስ የሚል በጣም የሚማርክ በጣም የሚመሰጥ እንኳን ለስራ ቀርቶ ስራ ሳይኖር ራሱ ሂድ ሂድ የሚል በጣም የሚማርክ አይነት የስራ ቦታ ነው ማለት ነው ስለዚህ በዛ የስራ ቦታ እኔ በጣም ደስ የሚለኝ በጣም የምወደው የስራ አይነት አለህ ማለት ነው የስራ አይነት እንግዲህ ምንድነው ቢባል ኢኮኖሚስት ነኝ እኔ ኢኮኖሚስት እንደመሆኔ መጸን እንግዲህ ምንድነው የማደርገው ቢባል እንግዲህ እኔ ኢኮኖሚስት እንደመሆኔ መጠን የስራ ፖሊሲዎችን ነው የማወጣ ፖሊሲዎች ማለት የስራ ህጎችን የስራ አመራሮችን የስራ ሁኔታዎችን ነው የማወጣው እንግዲህ እነዛን ሳወጣ በደስታና በሀሴት አይምሮዬን በተሞላ በአካባቢዬ ጸጦታ በአካባቢዬ ሰላም አማካኝነት በዛ ተመስጬ እንግዲህ የተለያዩ ፖሊሲዎችን አወጣለሁ ማለት ነው ስለዚህ የስራ ቦታዬ በጣም ደስ የሚል በጣም የሚማርክ በጣም የሚመስጥ በጣም የሚያምር እና በጣም የውብ የሆነ የስራ ቦታ ነው ያለኝ ማለት ነው ከዛ በተጨማሪ እንግዲህ ብዙ ሰዎች እንግዲህ የስራ ቦታዎችን ሊያማርሩ ይችላሉ ምክንያቱም አንዳንድ ቦታዎች እንግዲህ የስራ ቦታዎችን ስናይ በጣም በረሃማ በጣም በረሃማ የሆኑ በጣም ደግሞ ለመኖር ምቹ ያልሆኑ በጣም የሚያዳክቱ ቦታዎች ሊኖሩ ይችላሉ እና እነዚያን ቦታዎች እንግዲህ ልናይ እንችላለን እነዛ ቦታዎችን ግን ለምሳሌ ብዙ ነገሮችን ልናይበት የምንችል የቦታ አይነት ነው ከነዛም ውስጥ እንግዲህ አንደኛው ምንድነው ቢባል እንግዲህ በረሃ ነው አንደኛው እንግዲህ ለምሳሌ ጋርቤላ አካባቢ እንግዲህ በጣም ሙቀት ያለበት በጣም ሀይለኛ ሙቀት ያለበት ቦታ ወደ አፋራ አካባቢ ስንሄድ ለስራ ምቹ ያልሆነ በጣም አየር ያለበት በጣም ሞቃት አየር ያለበት ነው ስለዚህ በዛ አካባቢ ለመስራት በጣም ከባድ ነው ማለት ነው ስለዚህ በዛ አካባቢ ለመስራት ስለሚከብድ በዛ አካባቢ ለመስራት ስለሚያዳግት እንግዲህ እኛ ምን እናደርጋለን የተለየ የስራ እድገትን እንፈልጋለን ማለት ነው ስለዚህ የተለያየው ስራ አድሮችን የተለያዩ አመቻችተን እንግዲህ ወደተሻለ ሀገር ወደተሻለ ቦታ መሄድ ያስፈልጋል ማለት ነው ስለዚህ እንደየቦታው ቢለያይም እንደየቦታው የተለያየ የአየር ፀባይ የተለያየ የአየር ሁኔታ የተለያየ የምድር ገጽታ ወይም ደግሞ የሰዎቹ አቀባበል ሊኖር ይችላል ከዛ ነገር ግን የኔ ስራ ቦታ በጣም ደስ የሚል በጣም የሚማርክ በጣም የሚመስጥ የስራ ቦታ ነው ያለኝ ማለት ነው ስለዚህ ያን ስራ ቦታዬን በጣም እወደዋለሁ በጣም አከብረዋለሁ በጣም ለወደፊትም ልጆቼ እዛ ቢሰሩበት ብዬ የምመኘው አይነት የስራ ቦታ ነው ያለኝ ማለት ነው ስለዚህ ሁሉም ሰው የኔን ቦታ ይወደዋል የኔን ቦታ ይባርከዋል ማለት ነው ስለዚህ እዛ ቦታ ላይ ሊሰሩ የሚፈልጉ ሊሰሩ የሚወዱ ብዙ ሰዎች አሉ ነገር ግን እኔ እስካሁን እዛ ላይ የምሰራበት ቦታዬ ስለሆነ እስካሁን አልለቀቅሁላቸውም ማለት ነው ስለዚህ የስራ ቦታዬ በጣም የሚያምር ነው በጣም የሚወደድ ነው ማለት ነው ስለዚህ የስራ ቦታ እንዴት ነው ለሚለው ጥያቄ መልስ ሊሆን የሚችለው የኔ የስራ ቦታ በጣም ደስ የሚል እና በጣም የሚመስጥ በጣም የሚማርክ የስራ ቦታ አለኝ ማለት ነው ስለዚህ ያን የስራ ቦታዬን እንግዲህ በመጠበቅ እና በመንከባከብ ለወደፊትም ለልጅ ልጆቻችን ላወርሰው የሚገባ በጣም ደስ የሚል እና በጣም የሚማርክየስራ ቦታ

እሺ እንግዲህ ልብስ ምን ያህል ጊዜ ታጥባለህ የሚል ጥያቄ ነው የደረሰኝ እንግዲህ ልብስ ማለት ምን ማለት ነው ልብስ ማጠብ ለምን ይጠቅማል ልብስን ማጠብ? ምንድነው ጥቅሙ ልብስስ በምን ይታጠባል? የሚሉትን እንግዲህ በዚህ በዚህ አያይዘን ለማየት እንሞክራለን። እንግዲህ ልብስ ማጠብ ምንድነው? ልብስ ማለት ማለት ነው ስንል። ልብስ ማለት እንግዲህ የሰው ልጅ ራቁቱን መኖር አይችልም ምክንያቱም የሰው ልጅ እንግዲህ እረቃኑን መሆን ስለማይችል ልብስ ተፈጥሮለታል ልብስን እንግዲህ መልበስ ግዴታው ነው ማለት ነወው። እንግዲህ የሰው ልብስን ልብስን ይገባዋል የሰው ልብስን ሊለብስ ይገባዋል ማለት ነው። ስለዚህ የሰው ልጅ ነገር ግን በአሁኑ ዘመን የሰው ልጅ በፓንትና በጡት ማስያዣ ብቻ እየሄደ ይገኛል ማለት ነው። ይሄን ነገር በጣም መጥፎ ነገር ነው። ምክንያቱም የሰው ልጅ ልብስን እያለለት ነገር ግን እርቃኑን መሄድ ወዷል ማለት ነው። ስለዚህ ይሄ ነገር በጣም መጥፎ ነገር ነው። የሰው ልጅ ገላ ክቡር ነው። ስለዚህ ይሄን ገላ በአግባቡ መያዝ አለበት። ምክንያቱም የገላ የፈጣሪ ቤተመቅደስ መቅደስ ነው። ስለዚህ ይሄን ቤተ መቅደስ ማቆሸሽ የለብንም ማለት ነው። ስለዚህ ልብስን በመልበስ ልብሳችንን በመልበስ በስርዓት በመያዝ ልንጠብቀው የሚገገባ እርቃናችንን በሰዎች ሆነ በሌላ ማሳየት የለብንም ማለት ነው። ስለዚህ እርቃናችንን የምንሸፍንበት ልብስ ይባላል ማለት ነው። ስለዚህ ልብስ ማለት እርቃናችንን ወይም ደግሞ ሰውነታችንን ገላችንን የምንሸፍንበት ልብስ ወይም ደግሞ ጨርቅ ነው ማለት ነው። ስለዚህ ይህ ልብስ እንግዲህ ምን ያህል ጊዜ ታጥባለህ? ለሚለው ጥያቄ እንግዲህ ልብስን ልናጠብ የምንችለው እንግዲህ እኔ በየሳምንቱ ወይም ደግሞ በየሳምንቱ አጥባለሁ ማለት ነው። እንግዲህ የተለያዩ ቀኖች ሊኖሩ ይችላሉ በተለያየ ቀን ላጥብ እችላለሁ። ነገር ግን መደበኛ ቀን እንግዲህ በየሳምንቱ አርብ አርብ ላጥብ እችላለሁ ማለት ነው። እንግዲህ አርብ አርብ እንደ ተማሪ እንደመሆኔ መጠን ዩኒፎርም ይኖራል። ዩኒፎርም እንግዲህ የተለያዩ ነገሮች አሉት እንግዲህ ያንን ዩኒፎርም በተለያየ መልኩ ላጥብ እችላለሁ ማለት ነው። እንግዲህ አርብ ትምህርት የምንጨርስበት ነው። ሳምንቱን ሙሉ ተምረን አርብ እንግዲህ ወደ ቅዳሜ እና እሁድ የምንሄድበት ቃል ነው። ስለዚህ በዛን ቀን ልብሶችን ላጥብ እችላለሁ ማለት ነው። ስለዚህ እነዛን ልብሶች ሳጥብ እነዛን ልብሶች እንግዲህ እንግዲህ እነዛ ልብሶች ላጥብ እችላለሁ ማለት ነው። እንግዲህ እነዛ ልብሶችን ሳጥብ ዩኒፎርሜንም በዛው አጥባለሁ ማለት ነው። ስለዚህ አርብ አርብ ሁሌ ልብስ አጥባለሁ ማለት ነው። ስለዚህ ዩኒፎርሜን ለማጠብ ስለሚመ ቸኝ አርብ አርብ አርብ አጥብእና ልብሶችን አበቄ እንግዲህ ሰኞ ዩኒፎርሜን ለብሼ መሄድ ስላለብኝ እንግዲህ እነዛ በዛ ቀን እንግዲህ ልብሴን አጥባለሁ ማለት ነው። ከዛ በተጨማሪ እንግዲህ ልብስ ማጠብ ምንድነው? ጥቅሙ የሚለውን ስናይ እንግዲህ ልብስ ማጥብ እንግዲህ የተለያዩ እኔ የራሱ ጥቅሞች አሉት ማለት ነው። ከነዛ ውስጥ እንግዲህ አንደኛው ልብስን ማጠብ ምንድነው ጥቅሙ ስንል? እንግዲህ ልብስን ማጠብ እንግዲህ ጥቅሙ አንደኛ ንጹህ ሆኖ ለመገኘት ነው። እንግዲህ በአካባቢያችን በአካባቢያችን ዘንድ ወይም ደግሞ በማህረሰቡ ዘንድ ንጹህ ነው ለመገኘት ወይም ደግሞ ንጽህና ለመጠበቅ እንግዲህ የሰው ልጅ ልብሶችን ያጥባል ገላውን ይታጠባል ማለት ነው። ስለዚህ የተለያዩ በሽታዎች እንዳያገኙን የተለያዩ ችግሮችን እናይገጥሙን በሽታዎችን እንዳያጋጥሙን እንግዲህ የሰው ልጅ ልብስን ያጥባል ማለት ነው። ስለዚህ ልብሱን አጥቦ ገላውን ታጥቦ ሊለብሰው ወይም ደግሞ ሊያደርገው ይገባል ማለት ነው። ይሄም ስናደርግ እንግዲህ አንደኛ ጤናችንን እንጠብቃለን። ሁለተኛ ደግሞ በማህበረሰቡ ዘንድ ተወዳጅን እንሆናለን ወይም ደግሞ ተፈቃሪ እንሆናለን። ምክንያቱም ንጽህናም የማይወድ ሰው ንጹህ የሆነን ነገር የማይወድ ሰው የለም። ስለዚህ በዛን ጊዜ የተለያዩ ተግባራትን የተለያዩ መስራችን ስንሰራ ልብሳችንን ቆሻሻ ከሆነ ቆሻሻ ከሆነ ሰዎችን ሊጠሉን ይችላሉ ሰዎች ሊርቁን ይችላሉ ሰዎች ሊንቁን ይችላሉ ማለት ነው። ስለዚህ ሰዎች እንዳይንቁን ሰዎች እንዳይጠሉን ሰዎች እንዳይሩቁን ንጹህ ልብስን ለብሰን ልንገኝ ይገባል ማለት ነው። ስለዚህ ልብስ ምን ያህል ጊዜ ታጥባለህ ለሚለው ጥያቄ? ልብስ የማጥበው እንግዲህ በየሳምንቱ አርብ አርብ አጥባለሁ ማለት ነው። ስለዚህ በዛን ጊዜ የተለያዩ ዩኒፎርሞችን የተለያዩ የልብ ቤት የምለብሳቸውም ሊሆን ይችላል። ከተለያየ ቦታ ልለብሳቸው የምችላቸውን ልብሶች እንግዲህ አርብ አርብ አጥባቸዋለሁ ማለት ነው። እንግዲህ እነዛን ሳጥባቸው በሳሙና ሙልጭ አድርጌ እድፋቸው እስከሚያወጣ ድረስ ቆሻሻቸውን እስከሚለቅ ድረስ እንግዲህ በደንብ በሳሞና በኦሞ በአጃክስ በተለያዩ በሳሙናችን እያደረኩ እንግዲህ በደንብ አሽቼ አጥባቸዋለሁ ማለት ነው። ከዛ በኋላ እነዛን የታጠቡትን ልብሶች እንግዲህ በደንብ አደርቅና ከዛ ከደረቁ በኋላ እነዛ ልብሶች በደንብ ተኩሼ በደንብ አጥፌ አስቀምጣቸዋለሁ ማለት ነው። ከዛ በኋላ በደንብ ስለብሳቸው እነዛን ስለብሳቸው እንግዲህ በጣም ውበትን ያላብሱኛል ንጽህናን ይሰጡኛል። ማለት ስለዚህ ጤናማ ለመሆን ጤናማ ለመሆን ልብሶችን አጥቦ መልበስ በጣም ያስፈልጋል

አሺ እንግዲህ የፀሀይ መውጣትን ታያለህ ወይ የምል ጥየቄ የደረሰኝ እንግዲህ የፀሀይ መውጣትን አያለው ምክንያቱም የፀሀይ መውጣት እንግዲህ ብዙ ጥቅሞች ሊኖራት ይችላል የፀሀይ መውጣት ምንድነው ጥቅሟ የፀሀይ መውጣት ፀሀይ ማለትስ ምን ማለት ነው? ፀሀይ በየት በኩል ትወጣለች በየት በኩል ትገባለች የሚሉትን እንግዲህ ጥያቄዎች ለማየት እንሞክራለን እንግዲህ በፀሀይ መውጣት ምንድነው ጥቅሟ ስንል በፀሀይ መውጣት እንግዲህ የተለያዩ ጥቅሞች ሊኖሯት ይችላሉ የተለያዩ የተለያዩ ጥቅሞችን ልትሰጥ ትችላለች ከእነዚህም ውስጥ እንግዲህ አንደኛው ጥቅሟ ምንድነው ቢባል ፀሀይ እንግዲህ በምስራቅ ወጥታ በምዕራብ የምትገባ አንድ የተፈጥሮ ውደት ናት ማለት ነው ስለዚህ ይቺ የተፈጥሮ ውደት እንግዲህ የምታገለግለው ለብዙ ነገሮች መገልገያ ይሆናል አንድም እንግዲህ የተለያዩ ነገሮች መገልገያ ሊሆን ይችላል እነዛን እንግዲህ ስናደርግ የተለያዩ ሁዳቶችን የተለያዩ ሁኔታዎችን ስንታግበር የተለያዩ ነገሮችን ስናደርግ እንግዲህ ፀሀይንን ልንመለከት እንችላለን ፀሀይ ማውጣትን ትመለከታለህ ታያለህ ወይ ለሚል ጥያቄ አዎ አያለሁ ምክንያቱም እንግዲህ የተለያዩ ሁልጊዜ እንግዲህ ፀሀይን ስንመለከት ከ በጧት ተነስተን ከእንቅልፋችን እንድተነሳን የተለያዩን ነገሮችን ካደረግን በኋላ ቁርሳችን ከበላን በኋላ ወይም ደግሞ ከዛ በፊት እንግዲህ እንደተነሳን ፀሀይን ነው ልኖርላት የምንችለው እንግዲህ ፀሀይን ስናያት በጣም የምታበራ በጣም የምትመስጥ እንግዲህ የፀሀይ አይነት ናት ማለት ነው እንግዲህ ይቺን ፀሀይ ስናያት ይቺን ፀሀይ ስንመለከት እንግዲህ ብዙ እውቀትን ብዙ ጥበብን ልንገባይባት የምንችል እንግዲህ የተፈጥሮ ሁኔታ ናት ማለት እንግዲህ አምላክ እንግዲህ ይቺን ፀሀይ ሲያዛት እንግዲህ በጧት ወጣ በምስራቅ ወጣ እንግዲህ በምዕራብ እንድትገባ አዟታል ማለት ነው እንግዲህ ይቺን ፀሀይ ካዘዛት በኋላ የተለያዩ ነገሮችን ማድረግ ይችላል ማለት ነው ስለዚህ የፀሀይን መውጣት የፀሀይን መግባት እንግዲህ እኛ ደግሞ በመመልከት እናያታለን ማለት ነው ስለዚህ ፀሀይ መግባቷን ፀሀይ መውጣቷን ፀሀይ መጥለቋን እንግዲህ እናውቃለን ማለት ነው እንግዲህ ይሄንን በማድረግ የተለያዩ ጥቅሞች ልናገኝ ይችላለን ከነዛ አምስት እንግዲህ የመንፈስ እርካታን የአእምሮ ደስታ ልናገኝ እንችላለን እንግዲህ ፀሀይ ስትወጣ ስናየው በጣም ደስ የምትል ናት ማለት ነው ስለዚህ ከእሷ ላይ ቁጭ ብለን እንግዲህ ፀሀይን በጧት እንግዲህ ብንሞቃት የተለያዩ ጥቅሞችን እናገኝባታለን ከነዛ ውስጥ እንግዲህ ምንድነው የሚባል እንግዲህ አንደኛው ፀሀይ ሙቀት እናገኝባታለን አንደኛው እንግዲህ የፀሀይ እንግዲህ ከፀሀይ የማያገኘው ሙቀት አለ እንግዲህ የፀሀይ ሙቀት እንግዲህ በጣም ደስ የሚል በጣም በጣም ደስ የሚል በጧት ሲሞቁት በጣም ደስ የሚል ለህፃናትም ለአዛውንትም የሚሆን ነው ማለት ነው ስለዚህ የሰው ልጅ ከፀሀይ ውጭ መኖር ስለማይችል እነዛን ነገሮች እንግዲህ ለማግኘት ይጠቅመናል ከዛ በተጨማሪ እንግዲህ ፀሀይ ሙቀት አለ ፀሀይ ሙቀቷ ራሱ በጣም ደስ ይለኛል ተጨማሪ ብሩ ፀሀይ ምን አላት የሚባል እንግዲህ ፀሀይ በጣም ድረስ ይለኛል የሚል ሰጥ በጣም የሚያጓጓ እንግዲህ ብርሃን አላት ነው። ያ ብርሃን አላት ነው። በጣም ደስ የሚልና የሚስብ በጣም የሚያበራ እና የሚያጓጓ የፀሀይ አይነት አለ ማለት ነው። አትንገሩት ያውቀኛል።

እሺ ወደ መናፈሻ ምን ያህል ጊዜ ትሄዳለህ? የሚል ጥያቄ ነው የደርሰኝ እንግዲህ ወደ መናፈሻ ጊዜ ምን ያህል ጊዜ መሄድ አለብን ወደ መናፈሻ ለምን እንሄዳለን ምን መናፈሻ ማለትስ ምን ማለት ነው የሚሉትን እንግዲህ በአጭሩ ለማየት እንሞክራለን እንግዲህ በተሰጠን ደቂቃ ለማየት እንሞክራለን ማለት ነው እንግዲህ እነዚህ ወደ መናፈሻ ምን ያህል ጊዜ ትሄዳለህ? የሚለው ጥያቄ ማለት ነው ስለዚህ መናፈሻ ማለት እንግዲህ አትክልቶች ያሉበት ትልልቅ ዛፎች ያሉበት ጥላ ያለበት እና ብዙ ጊዜ በደንብ የተሰራ በደንብ የተስተካከለ ሳር ያለበት በቅርጽ የተያዙ አበባዎች አሉበት በጣም የሚያማምሩ ቦታዎች ያሉበት መዝናኛ ያለበት እና ለህፃናትም ሆነ ለትልልቅ ሰዎች መጫወቻ መቀመጫ ያለበት ትልልቅ ሰዎች ጸጥታ ያለበት ትልልቅ ሰዎች ሊያነቡበት የሚችሉ በጣም ደስ ደስ የሚሉ ቦታዎች እንግዲህ እነዛን ቦታዎች እንግዲህ መናፈሻ በማለት እንጠራቸዋለን ማለት ነው ስለዚህ እነዛ ቦታዎች እንግዲህ በጣም ደስ የሚሉ በጣም መንገዳቸው የማምሩ በኮንሲስተን ሊሆን ይችላል በቴራዝ ሊሆን ይችላል በተለያዩ ነገሮች እንግዲህ ተሰርተው የሚያማምር መንገድ ያላቸው በጣም ውብ አበቦች አሏቸው በጣም ትልልቅ ዛፎች አሉባቸው ትልልቅ ዛፎች ውስጥ ደግሞ ወንበሮች አሉባቸው እና ሰዎች እዛ ላይ ተቀመጠው የሚዝናኑበት ንፋስን የሚቀበሉበት ንጹህ አየርን የሚቀበሉበት ቦታ እንግዲህ ያ መናፈሻ ይባላል ማለት ነው እንግዲህ መናፈሻ ምንድነው ጥቅሙ ወደሚለው ስንሄድ እንግዲህ መናፈሻ ምንድነው ጥቅሙ የሚለውን ስናይ መናፈሻ ብዙ ጥቅሞች አሉት ከነዛ መካከል እንግዲህ አንደኛው እና ዋነኛው ሰዎችን ለማዝናናት ሰዎችን ለማስደሰት የምንጠቀምበት መናፈሻ ማለት ነው እንግዲህ ሰዎችን ለማስደሰት ሰዎችን ለማርካት ወይም ደግሞ ሰዎችን ደስ ለማሰኘት የምንጠቀምበት ቦታ እንግዲህ መናፈሻ ሊባል ይችላል ማለት ነው እንግዲህ ያ መናፈሻ ብዙ ጥቅማቸው ሊኖሩት ይችላሉ ብዙ ጥቅማቸው ሊኖሩት ይችላሉ ያደረገ እነዛ አምስት እንግዲህ አንደኛው እና ዋነኛው ምንድነው የሚባል እንግዲህ ሰዎችን ለማስደሰት ነው ሰዎችን ለማስደሰት ብዙ ነገሮችን ማድረግ እንችላለን ብዙ ተግባሮችን መስራት እንችላለን እንግዲህ ሰዎችን መንፈሳቸውን ለማርካት መንፈሳቸውን ደስታ እና የአእምሮአቸውን ሰላም ለመጠበቅ እንግዲህ ሰዎች ወደዛ ይሄዳሉ ማለት ነው ከዛ በተጨማሪ እንግዲህ ሰዎችን ሊያነቡበት ይችላሉ እዛ አካባቢ እንግዲህ የተለያዩ ጥናቶች የሚያጠኑ ሰዎች የተለያዩ የዩኒቨርሲቲ ተማሪዎች የተለያዩ ምሁራን እንግዲህ እዛ አካባቢ ቁጭ ብለው የተለያዩ ነገሮችን የተለያዩ ለእነሱ ሊጠቅማቸው የሚችሉ ነገሮችን እንግዲህ በማንበብና በማጥናት ያሳልፋሉ ማለት ነው ከዛ በተጨማሪ እንግዲህ ህፃናትና ታዳጊዎች እንግዲህ እዛ ላይ የተለያዩ ስፖርቶችን የተለያዩ መጫወቻዎችን ይዘው ሊጫወቱባቸው ይችላሉ ማለት ነው እንግዲህ ይሄ እነዛ መጫወቻዎች እውቀትን የሚገበዩባቸው ወይም ደግሞ ጠቃሚ ነገሮች ወይም ደግሞ ትልቅ ስልጣናችን ሊያርብ ወደፊት ትልልቅ ሰዎች ሲሆኑ ሊጠቅሟቸው የሚችሉ ስልጠናዎች ሊሆኑ ይችላሉ ወደፊት ለህይወታቸው አስፈላጊ የሆኑ ነገር ግን በጨዋታ መልክ ሊማሩባቸው የሚችሉ በጨዋታ መልክ ሊሰለጥኗቸው የሚችሉ ነገሮች አሉ እነዛን ነገሮች እንግዲህ ሊማሩባቸው የሚችሉ እበት መንገድ ይፈጥራል ማለት ነው ስለዚህ ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው ጥያቄ እኔ እሁድ የምናፈሻ ሰዓት እንግዲህ ቅዳሜን እሀድ እሁድ እሄዳለሁ ማለት ነው እሁድ እሁድ እንግዲህ ያው ወደ መናፈሻ ቦታ እሄዳለሁ የተለያዩ ሀይቆች ዳር ላይ ወይም ደግሞ የተለያዩ ባህር ዳርቻዎች ላይ እሄዳለሁ ማለት ነው እንግዲህ በዛን ጊዜ የተለያዩ ወፎችን የተለያዩ የባህር ወፎችን የተለያዩ አሳዎችን ብቅ ጥልቅ ስልሉ ወፎች ደግሞ እነሱን ለመቅለም ሲሯሯጡና ሲጣሉ አያለሁ ማለት ነው እንግዲህ ከዛ በተጨማሪም በዳር ዳር ተቀምጠው ሰዎችም እንደኔ ይመለከታሉ ማለት ነው እና በዛን ጊዜ በጣም ደሳ ደስ ደስ የሚሉ የሀሳብ ምግቦችን እመግባለሁ ከዛ በተጨማሪ ደግሞ የተለያዩ መንፈስንም የሚያድሱት ፀሀይ ስትገባ በዛ በኩል ያለውን በቃ ትእይቱን ጥሩ ማለት ነው ስለዚህ በጣም ደስ የሚልና በጣም የሚማርቅ እይታን ያለውን የባህር ሀይቅ እያየው በዛ እደሰታለሁ ወይም ደግሞ ንፋስን እቀበላለሁ ወይም ደግሞ ንጹህ አየርን አወስዳለሁ ማለት ነው እንግዲህ በዛን ጊዜ በምስራናበት ጊዜ ቤተሰቦቼን ይዤ ነው ቤተሰቦቼ ጋር ከልጆቼ ጋር ከተለያዩ ሰዎች ጋር እንግዲህ ልዝናና እችላለሁ ከዘመዶቼ ጋር ሊሆን ይችላል ከስራ ባልደረባቸው ከጓደኞቼ ጋር ሊሆን ይችላል እንግዲህ በዛን ጊዜ ስዝናና ብዙ ጥቅሞቼን ጥቅሞችን አገኛለሁ ማለት ነው ከነዛ አምስት እንግዲህ አንደኛው መንፈሴን አድስበታለሁ የአእምሮ ሰላም እኔ የምገባችበት ሰላም እኔ የማገኝበት ቦታ እንግዲህ ያ ነው ብዬ አስባለሁ ማለት ነው ስለዚህ እሆድም እናብዣ ምን ያህል ጊዜ ትሄዳለህ? የለም ነው ጥያቄ እኔ በሳምንት በሳምንት እሁድ እሁድ እሄዳለሁ እሁድ እሄድ እንግዲህ ብዙ እቅዶችን አወጣለሁ ብዙ እቅዶችን አውጥቼ እንግዲህ ስራዬን አመቻችቼ በስራ ቀን አይደለም የሚሄደው በስራ ቀን ስላልሆነ ስራዬን በሌላው ቀን ሰራና ስራዬን ሲጨርስ እንግዲህ ወድ ወድ በዛ የእረፍት ቃል ስለሆነ በእረፍት ቃል እንግዲህ ሄጄ እጎበኛቸዋለሁ እጠይቃቸዋለሁ ያንን ጊዜ ከቤተሰቦቼ ጋር ሄጄ እንግዲህ በመናፈሻዎች ጊዜ ላይ ወይም ደግሞ በመናፈሻዎች ጊዜዬን አሳልፋለሁ ማለት ነው ስለዚህ ወደ መናፍሻ ምን ያህል ጊዜ ትሄዳለህ ለሚሮጥ ጥያቄ እንግዲህ እኔ ወደምናነብ የምሄደው በየሳምንቱ